እሺ አመሰግናለሁ የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ ምላሽ ለመስጠት። እወዳለሁ እንግዲህ እኔ የምመኘው የእረፍት ጊዜ ያው ብዙ አይነት የምመኛቸው የእረፍት ጊዜዎች አሉ። ከነዛ መካከልም እንግዲህ ጉዞ ማድረግ የተለያዩ ጉዞዎችን ማድረግ ነው ማለት ነው። በእረፍት ጊዜ የሚመቸኝ ለምሳሌ ውድ ተለያዩ የሙዚየም እና የፓርክ ቦታዎች ላይ ሄዶ መዝናናት በጣም ደስ የሚለኝ የእረፍት ጊዜ ነው ማለት ነው። ከዛም በዘለለ ደግሞ ትምህርት ተዘግቶ ማለትም ለእረፍት ጊዜ የመጀመሪያው ሴሚስተር ጨርሰን በሁለተኛው ሴሚስተር ለመሸጋገር የሚደረግ የእረፍት ጊዜ በጣም ደስ ይለኛል ማለት ነው። ምክንያቱም በትምህርት ዝግ ቆይተን እረፍት ስናደርግ በጣም ደስ የሚል ስሜት አለው እንግዲህ ይሄ በጣም ደስ የሚል ነው ማለት ነው። እንደኔ ሌላው ደግሞ ጓደኞቼ የሚመኙትም የእረፍት ጊዜ አለ። እሱ የእረፍት ጊዜ ደግሞ እንዲሁ ትምህርት ተዘግቶ ኳስ ጨዋታ ማድረግ በኳስ በስራ ናት በጣም ደስ ይላችኋል ማለት ነው። እንደነሱም እኔ እንግዲህ በእረፍት ጊዜ ኳስ እየተጫወትኩ ወይም ደግሞ ኳስ ማየት በጣም ደስ ይለኛል ያ ማለት በዲኤስቲቪ ኳስ መመልከት እጅግ በጣም ያስደስተኛል ማለት ነው። እና የሁሉም ሰው የራሱ የሆነ የሚመኘው የእረፍት ጊዜ አለ ማለት ነው። እና እኔም የምመኘው የእረፍት ጊዜ እንደ ሌሎቹ ሰዎች ያን ያክል የተለየ አይደለም ማለት ነው። ተመሳሳይ የሆነ የእረፍት ጊዜ ማድረግ ነው የሚመቸኝ ማለት ነው። ሌላኛው ደግሞ የውሃዋና ማድረግ በእረፍት ጊዜ በጣም ደስ ይለኛል ማለት ነው። እንግዲህ የውሃ ዋና ማለት የው ብዙ አይነት አለ በውሃው ገንዳ ላይ መዋኘት ሊሆን ይችላል እንዲሁም በወራጅ ውሃ ሊሆን ይችላል ማለት ነው። እና በዛ መዝናናት ከምን በላይ ደስ የሚለኝ ነገር ነው ማለት ነው እና ቤተሰብ የውሃ ዋና በጣም የሚያስደስት ነገር ነው ማለት ነው። እንዲሁም ደግሞ በእረፍት ጊዜ እንደዚህ ስፕሪንግ ባዘር ወይም ደግሞ የስፕሪንግ ባዘሮች ላይ ዋና ማድረግ በጣም ደስ ይለኛል ለማለት ነው። ያማለት በጣም የሚያስደስተኝ የእረፍት አይነት ነው ማለት ነው። እንግዲህ የእረፍት ጊዜ በጣም ወሳኝ የሆነ ጊዜ ነው ማለት ነው። ስራ ስንሰራ ቆይተን እረፍት ማድረግ ስራችንን በቀጣይ እያስተካከልን በጥሩ ሁኔታ ለመስራት ያግዘናል ማለት ነው። ምክንያቱም እረፍት ሳናደርግ ስራ የምንሰራ ከሆነ ስራችን ሊበላሽ ይችላል ምክንያቱም በመሰሳት ማለትም በመሰለቻቸት ስራውን በአግባቡ ላንሰራው እንችላለን ማለት ነው። እና እረፍት ማድረግ በጣም አሪፍ የሆነ ነገር ነው ብዬ ነው የምወስደው ማለት ነው። እንግዲህ እረፍት ብዙ አይነት ጠቀሜታዎች አሉት ማለት ነው። ምክንያቱም ስራ በምንሰራበት ጊዜ የተለያዩ ድካሞች ይኖራሉ ማለት ነው እና እንደዛ ድካሞች ለማስወገድ እረፍት መስራት እረፍት ማድረግ በጣም አስፈላጊ ነገር ነውና። እረፍት እንግዲህ ሁሉም እንደሚፈልገው እንደ ሰዎች የተለያየ ነው ማለት ነው። እንጂ አንድ አይነት ነው ማለት አይደለም። እንደየሰዎቹ የተለያየ እረፍት ልናደርግ እንችላለን ማለት ነው። እና እረፍት ማድረግ በጣም አስፈላጊ የሆነ ነገር ነው። እረፍት አድርጉና ከዛም ስራ መስራትጥሩ ነው። በርግጥ አንዳንድ ሰዎች ዝም ብለው ያለ እረፍት ስራን ይሰራሉ ማለት ነው። በተከታታይ እንደውም እረፍት አድርገን ስራ ስንሰራ ውጤታማ እንሆናለን ምክንያቱም እረፍት ስናደርግ አእምሮአችንም አካላችንም ለስራ ይንቃቃል ማለት ነው። እና እረፍት ማድረግ ጥሩ ነው እኔ እረፍት ሳላደርግ ስራን በምሰራበት ጊዜ እና እረፍት አድርጊ ስራ ስሰራ የተለያየ ውጤት ነው የማስመዘግበው ማለት ነው። ይሄ ማለት እረፍት ሰርቼ ስራ ስሰራ ስራዬ ጥራት ያለው እንዲሁም ደግሞ ውጤታማ ያደርገኛል ማለት ነው። እና እረፍት አድርጌ መስራት በጣም ደስ ይለኛል ማለት ነው። እንግዲህ እረፍት እኔ ሰርቼ እሁድ ቅዳሜ እረፍት አደርጋለሁ ማለት ነው። በእረፍት ሰዓቴም እሁድ ጠዋት ተነስቼ የተወሰነ ስፖርት ከሰራሁ በኋላ ፊቴን ታጥቤ ቁርሴን እበላና ወደ ቤተክርስቲያን እሄዳለሁ ማለት ነው። ቤተክርስቲያን ሄጄ አስቀድሳለሁ ከዛ ተመልሼ ወደ መዝናኛ እሄዳለሁ ማለት ነው። መዝናኛ ከሄድኩ በኋላ እዛ መዝናኛ ቦታ ላይ እረፍት አደርጋለሁ ማለት ነው። እንግዲህ መዝናኛ ቦታ ላይ የተለያየ እረፍቶችን ሊያደርግ እችላለሁ። ሻይ ቡና እያደረኩ ሊሆን ይችላል ያማለት በጣም የሚያስደስተኝ የእረፍት አይነት ነው ማለት ነው። እንግዲህ የእረፍት ጊዜ በጣም ወሳኝ የሆነ ጊዜ ነው ማለት ነው። ስራ ስንሰራ ቆይተን እረፍት ማድረግ

እሺ አመሰግናለሁ ይሄን ጥያቄ ስለቀረበልኝ ለዚህ ጥያቄ ማብራሪያ በደስታ ለመስጠት ወደዚህ መጥቻለሁ ማለት ነው እንግዲህ ጥያቄውም እንዲህ ይላል ስትታመም ከስራ ትቆያለህ ወይ ይላል እንግዲህ አዎ ስታመም ያው ብዙ አይነት ህመሞች አሉ፤ ያ ማለት ከበድ ያለ ህመም ከሆነ ከስራ እዘገያለሁ እቆያለሁ ማለት ነው መቆየት ብቻ ሳይሆን ልቀር ሁላ እችላለሁ ምክንያቱም ታሞ ስራ መግባት በጣም ከባድ ስለሆነ ማለት ነው በሁለት መንገድ ታሞ ስራ መግፋት ችግር አለው ማለት ነው በአንደኛ ደረጃ ህመሙ እንዲበባስ ያደርጋል ማለት ነው ምክንያቱም ታመን ስራ በምሰራበት ጊዜ ሰውነታችንና አእምሮአችን እረፍት ካላደረገ ለኛ አስጊ ይሆናል ማለት ነው በሁለተኛ ደረጃ ደግሞ ታመን ስራ በምንሰራበት ጊዜ ስራችን የተበላሸ ሊሆን ይችላል ማለት ነው፤ ታሞ ስራ መስራት በጣም መጥፎ ነገር ነው ከታመመን እረፍት ነው ማድረግ ያለብን ምክንያቱም እረፍት በራሱ እንደ ህክምና ስለሚቆጠር ማለት ነው እንደውም አንድ ጊዜ ታምሜ ስራ ስሰራ በጣም ህመሙ ባሰኝና ወደ ሀኪም ቤት ሄድኩኝ ማለት ነው ሀኪም ቤት ሄጄ እረፍት አታደርግም እረፍት አድርግ አእምሮህ በጣም ቢዚ ሆኗል ነው ያሉኝ ማለት ነው፤ እንግዲህ ይህ ማለት እረፍት ማድረግም በራሱ ከህክምና ውስጥ እንደሚመደብ እንደ ሀኪም ነው ማለት ነውና እረፍት ስታመም እረፍት አደርጋለሁ ከስራ እቀራለሁ ሁላ ማለት ነው፤ ከባድ ህመም ተሆነ ግን ደግሞ ቀለል ያለ ህመም ከሆነ ከስራ አልቀርም እሄዳለሁ፤ ለምሳሌ የራስ ምታት ምናምን በሚሰማኝ ጊዜ ከስራ አልቀርም ምክንያቱም እኔ የራስ ምታት አለብኝ እንግዲህ የራስ ምታት ማለት ራስን በጣም የሚያም ማለት ነው እና የራስ ምታትም ቢሆን ሁለት አይነት ነው ማለት በጣም በከባዱ አለ እንዲሁም ደግሞ ቀለል ያለ አለ ማለት ነው እና በጣም በከፍተኛ ሁኔታ በሚያመኝ ጊዜ መድሃኒቴን ወስጄ እረፍት አደርጋለሁኝ ማለት ነው ምክንያቱም እረፍት ካላደረኩ ያ ህመም ሊበባስ ይችላል ማለት ነው እንዲሁም ያንን ስራ በምሰራበት ጊዜ አእምሮዬ እና አካላቴም ሆነ ሁለ ነገሬ አይነቃቃም ማለት ነው እንደዛ ሆኜ ደግሞ ስራውን ሰራሁ ማለት ስራው ይበላሻል እኔም ደግሞ ከህመሜ በቀላሉ አላገግምም ማለት ነው ይልቅስ ያንን እረፍት በማድረግ እስከሚሻለኝ ድረስ ማለት ነው እረፍት አድርጌ ከበሽታዬ ካገገምኩ በኋላ የቀሩትን ማለትም ሳልሰራቸው ያለፉኝን ነገሮች ደርቤ መስራት ነው ማድረግ ያለብኝ ማለት ነው እና ሁላችሁም የምመክራችሁና እንደምነግራችሁ ነገር ህመም በምትታመሙ ጊዜ ወደ ስራ እንድትገቡ አልመክራችሁም ምክንያቱም ወደ ስራ ከገባችሁ ስራችሁም ይበላሻል እናንተም ከህመማችሁ በቀላሉ ማገገም ስለማትችሉ እረፍት ማድረግ ከሁላችሁም ይጠበቃል ማለት ነው፤ እና በምታመምበት ጊዜ እንግዲህ ከስራ ስቀር ለባልደረባዬ ለስራ ባልደረቦቼ አሳውቃለሁ ማለት ነው በዛሬ ላይ ስላመመኝ ስራ መግባት ስለማልችል የዘሬውን ላንተ ተክተህ እንድትሰራ ካልቻልክም ደግሞ እንዳልመጣሁ በፍቃድ እንድታደርግልኝ ብዬ ለአለቃዬ እነግረዋለሁ ማለት ነው አለቃዬም እንግዲህ ከእኔ ጋር በጣም ነው የምንግባባው ምክንያቱም በስራ ሰዓቴ ቀልድ አላውቅም ሳልታመም እንደማልቀር ያውቃልና እንዴ አንተማ በቃ በደንብ ታመህ ነው እንጂ ካልታመምክ ከስራህ እንደማትቀር አቃለሁ እና ስራህን ችግር የለውም እኛ ደርበን እንሰራለን ካልቻልንም ደግሞ ነገ ከነገ ወዲያ ታስተካክላለህ ትሰራለህ ብሎ ይለኛል ማለት ነው እና ሁላችሁም እረፍት ልታደርጉ እጋብዛችኋለሁ ማለት ነው እንዲሁም አንድ የምነግራችሁ ነገር አለኝ አንድ ጓደኛ ነበረኝ እና ከስራ መቅረት በጣም ነው የሚወደው ምንም አይነት ሁኔታ ላይ ቢሆን በጣም በከባዱ ቢታመም እንኳን ስራ ገብቶ መስራት በጣም ደስ ይለዋል ማለት ከስራ መቅረት ያስጠላዋል ማለት ነው እና በጣም ስራ አብዝቶ ህክምና እየወሰደ ነው በጣም በከፍተኛ ሁኔታ እረፍት እንደማታደርግና መዳን እንደማትችል ተብሎ ተነግሮታል ማለት ነው ይሄ ማለት የስራ ብዛት መጥፎ እንደሆነ ነው የምነግራችሁ ማለት ነው እና እረፍት ማድረግ ለሁላችንም አስፈላጊ የሆነ ነገር ስለሆነ ሁላችሁም እረፍት እንድታደርጉ ለማለት እወዳለሁ ማለት ነው። እንግዲህ ስለ እረፍት ጊዜ ማለት በእረፍት ከስራ መቅረት እንደሚያስፈልግ ልነግራችሁ እወዳለሁ

ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ ግጭቶችን ማስተካከል ትችላለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ጥያቄውም ስለቀረበልኝ አመሰግናለሁ እንግዲህ ግጭቶችን ማስተካከል ሲባል እንግዲህ በተለያየ ነገር ግጭት ይከሰታል ማለት ነው። እነዛን ግጭቶችን ማስተካከል ደግሞ ለስራችን ወሳኝ ነው ማለት ነው። ግጭት ካናስተካክል ስራዎችን የምንሰራ ከሆነ። ስራዎች ሊበላሹ ይችላሉ ማለት ነው ምክንያቱም ሁላችንም በልህነት ነው የምንሰራው ማለት ነው እና ግጭቶችን ማስተካከል እችላለሁ እንግዲህ። ግጭቶች ብዙ አይነት ግጭቶች አሉ ማለት ነው። እነዚህ ግጭቶች እንግዲህ ከራስ ጋር ግጭት ከሰው ጋር ልንጋጭ እንችላለን እንዲሁም ከተፈጥሮ ጋር ልንጋጭ እንችላለን ማለት ነው እና እነዚህ አይነት ግጭቶችን ማስተካከል በጣም ወሳኝ የሆነ ነገር ነው ማለት ነው። ለምሳሌ ከራስ ጋር ግጭት ስንል እንግዲህ ራሳችንን መውቀስ ማለት በተለያዩ ነገሮች ራሳችንን እናስጨንቃለን ሰው ከራሱ ጋር ይጋጫል ማለት ነውና እነዚህን ግጭቶችን ደግሞ ማስተካከል አለበት እነዚህን ግጭቶችን ካላስተካከለ ለከባድ ችግር ሊገለጥ ይችላል ማለት ነው። ለምሳሌ ሰው ከራሱ ጋር ግጭት ካደረገ ያ ማለት ይህን ኩፍ አላደርግ ነው ብሎ መጸጸት ወይም ደግሞ ለምን ይህን ያደረገ ኩፍ ብሎ ራሱን መውቀስ ማለት ነው? እና በዝግጅት ምክንያት ሰው ራሱን እስከማጥፋት ሊደርስ ይችላል ማለት ነው። እንደውም አንድ ጓደኛዬ ከጓደኛዋ ጋር ግንኙነት ጾታዊ ግንኙነት አድርጋ እርግዝና አደረገች ማለት ነው። ካረገዘች በኋላ ለምን እንዲህ አደረኩ ብላ ራሷን እስከማጥፋት ደርሳለች ማለት ነው። እንግዲህ ይሄ ከግል ግጭት ጋር የሚገናኝ ነው ማለት ነው። ወይም ደግሞ ሰው ከራሱ ጋር የሚያደርገው ግጭት ነው ማለት ነው። በሁለተኛ ደረጃ ደግሞ ሰው ከሰው ጋር ማለት ነው እንግዲህ ሰው ከሰው ጋር በተለያዩ ምክንያቶች ሊጋጭ ይችላል ማለት ነው። እንግዲህ በጥቅም ሊሆን ይችላል ወይም ደግሞ በሌላም በሌላም ነገር ሰው በተለያየ በስራ ነገርም በስራ ሊጋጭ ይችላል ማለት ነው እና ይሄን ግጭት መፍታት አለበት ካልተፈታ ስራቸውን ለመስራት በጣም ይቸገራሉ ማለት ነው። በተለይም ግጭቱ ሰዎቹ ማለት ነው በአንድ የስራ ወይም ደግሞ የስራ ባልደረባ ከሆኑ በቸልተኝነት ስራቸውን ሊያበላሹ ይችላሉ ማለት ነው እና በተሎ ይሄንን ግጭት መፍታት አለባቸው ማለት ነው ካልሆነ ችግር ውስጥ ይወድቃሉ ማለት ነው። ሌላኛው ደግሞ ሰው ከተፈጥሮ ጋር የሚያደርገው ግጭት ማለት ነው ሰው ከተፈጥሮ ጋር እንዴት ግጭት ያደርጋል ስንል? እንግዲህ ሰው ከአምላኩ ጋር ማለት ነው ከተፈጥሮ ጋር ስንል ከፈጠረው አካል ጋር ለምን እንዲህ አደረከኝ ፈጣሪ እኔ እኮ እንደዚህ መሆን ነበረብኝ። እንደዚህ መሆን አልነበረብኝም ብሎ የሚያደርገው ግጭት ማለት ነው በዚህ ግጭት እንግዲህ ሰባ አምላኩን ያማርራል ማለት ነው ለምን እንደዚህ አድርገህ ፈጠርከኝ ለምን ደሃ አደረከኝ ወይም ደግሞ በመልክም ሊሆን ይችላል መልኬን ለምን ጥቁር አደረከኝ እንደነ ከሌ ቀይ ለምን አልሆንኩም ብሎ ሰው ከአምላኩ ጋር ግጭት ሊያደርግ ይችላል ማለት ነው። ከተፈጥሮ ጋር እንግዲህ ይሄ ምንም ጠቃሚ ያልሆነ ግጭት አይነት ነው ማለት ነው። እንደውም በዚህም ግጭት እንግዲህ ሰው ከራሱ ጋር መጣላት ለተለያየ ችግር ሊገጥመው ይችላል ማለት ነው። አንዱ ምሳሌ አንድ ጓደኛ አለኝና ያ ጓደኛዬ መልከ ጥፉ ነው ማለት ነው መልኩ በጣም የሚያስቀይም ቁመቱ ደግሞ በጣም ትልቅ የሆነ ሰው ነውና ይሄ ሰውዬ ሁሌም የተፈጥሮ ግጭት ያደርጋል ማለት ነው። እንግዲህ እንዴት ነው የሚያደርግ ካላችሁኝ? ለምን እንደዚህ ረዘምኩ እያለ ራሱን ያማርራል ማለት ነው። በሁለተኛ ደረጃ ደግሞ ለምንስ እንደዚህ ጥቁር አደረከኝ እንደሌሎቹ እንደጓደኞቼ ለምን ቀይ አልሆንኩም አፍንጫ ስለምን ጎራዳ አደረከኝ እያለ አምላኩን ወይም ደግሞ ከተፈጥሮ ጋር ይጋጫል ማለት ነው። እና ይሄ ሰው ተው እንለዋለን እኛ ማለት ነው ምክንያቱም ግጭት ማድረግ የለበትም ግጭት መጥፎ እንደሆነ እንነግረዋለን ማለት ነው። እና እሱ ወዳው ከዛ ግጭት ይታረቃል ግጭቱን እንትን ብሎ ፈጣሪ ይመስገል ነገሩ የባሰም አለ ብሎ ወደ ራሱ ይመለሳል ማለት ነውና ግጭት በጣም መጥፎ የሆነ ጉዳይ ስለሆነ ሁላችንም ልናስተካክለው ይገባናል ማለት ነው። እንግዲህ ግጭቶችን በብዙ መንገድ ልናስተካክላቸው እንችላለን ማለት ነው ለምሳሌ ሰው ከሰው ከተጋጨ ችግሮችን በመውጣት እንዴት አድርገው ማስተካከል እንዳለባቸው ውይይት እያደረጉ የነዛን ችግራቸውን ከችግራቸው መውጣት እንደሚችሉ ፈተለያየ ምክንያት

እሺ አመሰግናለሁ ቤተሰብ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የቅጥር ሂደት እንዴት? ነው ለሚለው ጥያቄ ማብራሪያ ለመስጠት ወደዚህ መጥቻለሁ ማለት ነው። እና እናንተም በሞና ትከታተሉኝ ዘንድ እወዳለሁ። እንግዲህ የቅጥር ጊዜ እንዴት ነው ስንል? የቅጥር እንግዲህ ብዙ አይነት ቅጥር አለ ማለት ነው። በመንግስት የምናደርገው የቅጥር አይነት ሊሆን ይችላል። እንዲሁም ደግሞ በግለሰብ የምናደርገው የቅጥር አይነት ሊሆን ይችላል ማለት ነው። እና እያንዳንዶች ቅጥር የራሳቸው የሆነ ሂደት አላቸው ማለት ነው። ለምሳሌ የግል ስንቀጠር እና የመንግስት ስንቀጠር የተለያየ የቅጥር ሂደቶችን እንከተላለን ማለት ነው። የመንግስት ቅጥር ስንል እንግዲህ በመንግስት የሚወጣ የቅጥር አይነት ሲሆን ከግል ቅጥር የተለየ ነው ማለት ነው። እነዚህ ከፍተኛ የሆነ ጥንቃቄ የመንግስት ቅጥሮች ይጠይቃሉ ማለት ነው። በደንብ ህገ መንግስቱን መሰረት ያደረገ የተለያዩ ነገሮችን ዶክመንቶችን በመበተን የተለያዩ ነገሮችን በማስጠበቅ የሚደረግ የቅጥር ሂደት ነው ማለት ነው። እንግዲህ የግል ቅጥር ስንል ደግሞ ግለሰቦች ስራቸውን ለማሰራት ሰዎችን ይቀጥራሉ ማለት ነው። እንግዲህ እና ይሄን ቅጥር ሲያደርጉ የተለያየ ሂደቶችን ወይም ደግሞ ደንቦችን ሊከተሉ ይችላሉ ማለት ነው። እና የቅጥር እንግዲህ ብዙ አይነት ቅጥሮች አሉ ማለት ነው። የድል ቅጥሮችን ስንል ለምሳሌ በግል ድርጅት ያላቸው ሰዎች ሰዎችን ሊቀጥሩ ይችላሉ ማለት ነው። እንግዲህ ይህን ቅጥር ለመካሄድ የተለያየ ሂደት ሊከተሉ ይችላሉ ለምሳሌ የትምህርት ደረጃ ሊያዩ ይችላል ነው ማለት ነው። የትምህርት ደረጃ ሲያዩ ከስምንት የጨረሰ ከአስር የጨረሰ ወይም ደግሞ ዲግሪ ያለው ዩኒቨርሲቲ ገብቶ የወጣ ብለው ሊሄዱ ይችላሉ ማለት ነው። እሱ እንደ ስራው አይነት ሊወሰን ይችላል ማለት ነው። እና በዚህ ስራ ሂደት ላይ እንግዲህ የግል ቅጥር ሲያካሄዱ ለምሳሌ ከዩኒቨርሲቲ የጨረሰ ውጤቱ እስከዚህ የሆነ ብለው ውጤት ሊያስቀምጡ ይችላሉ ማለት ነው። ከዛም በተረፈ ደግሞ ውጤቱን ከመለመሉ በኋላ ጥያቄ አወጣው ፈተና በማዘጋጀት ለዛ ጥያቄ መልስ ከፍተኛ መልስ ያመጣውን ወደ ቅጥር ሊቀጥሩ ይችላሉ ማለት ነው። ሌላኛው ደግሞ የመንግስት ቅጥር ስንል ማለት ነው የመንግስት ቅጥር እንግዲህ ከግል ቅጥር ለየት ይላል ማለት ነው። ለየት የሚያደርገውም እንግዲህ መንግስት ባወጣው ማለት ነው መመሪያ መሰረት በዛ መሰረት ውጤት በማየት ሊሆን ይችላል ወይም ደግሞ ዲሲፕሊን ወይም ደግሞ የፀበይ ሊያዩ ይችላሉ የተለያየ መስፈርቶችን ያወጣሉ ማለት ነውና እነዛን መስፈርቶችን አሟልተን ስንገኝ ወደ ቅጥሩ እንጋበዛለን ማለት ነው። እዛም ከተጋበዝን በኋላ ፈተናዎች ይዘጋጁልንና እነዛን ፈተናዎች ልንመልስ መልሰን ከዛም ወደ ቅጥር ልንገባ እንችላለን ማለት ነው። እና ቅጥር ስንገባም ውል ልንይዝ እንችላለን ማለት ነው ይሄ ቅጥር እንግዲህ ቋሚ ወይም ደግሞ ጊዜያዊ ቅጥር ሊሆን ይችላል ማለት ነው። ቋሚ ከሆነ መቼም የማንወጣ እዘው ጡረታ እስከሚደርስ ድረስ ማለት ነው እድሜ ገደባችን እስከሄደ ድረስ እዛ ድርጅት ላይ ወይም ደግሞ ተቀጠርንበት ቦታ ላይ እየሰራህ ልንቆይ እንችላለን ማለት ነው። ጊዜያዊ ከሆነ ደግሞ ለጊዜው የሆነ ኮንትራት ተይዞ ያን ቅጥር ሊካሄድ ይችላል ማለት ነው። ለአመት ሊሆን ይችላል ለወር ሊሆን ይችላል ወይም ለሁለት ለሶስት አመት ሊሆን ይችላል ማለት ነው። ቅጥሩ የሚካሄደው እሱ እንደ ስራው ርዝመት እና እጥረት ይወሰናል ማለት ነው። እና እንግዲህ ቅጥር ያው በዚህ ሂደት ሊካሄድ ይችላል ማለት ነው። እና ቅጥር እንደየ ድርጅቱ የመንግስት ሆኖ እንኳን የስራው አይነት ሊያለያየው ይችላል ማለት ነው። የምንከተላቸው ህገ ደንቦች የተለያዩ ይሆናሉ ማለት ነው። እንደየ ስራው አይነት እንጂ የመንግስትና የግል ብለን ለይተን የመንግስት ሁሉም የቅጥር አይነቶች ተመሳሳይ ናቸው ማለታችን አይደለም ማለት ነው። እየተለያዩ ናቸው ማለት ነው። ሁሉም ድርጅቶች የራሳቸውን ህግና ደንብ ያወጣሉ ማለት ነው። እንጂ ተመሳሳይ የሆነ የላቸውም ነገር ግን የሚያወጡት ህግና ደንብ ህገ መንግስቱን የማይጥስ ከህገ መንግስቱ ጋር የማይጋጭ መሆን አለበት ማለት ነው። እንጂ ህገ መንግስቱን የሚጥስና በህገ መንግስቱ ተቀባይነት የሌለው ቅጥር ማካሄድ አይችሉም ማለት ነው። ምክንያቱም ህገ መንግስቱን የሚጥስ ከሆነ ድርጅታቸው ወይም ደግሞ የቅጥር ሂደታቸው ሊዘጋባቸው ስለሚችል ማለት ነው። ህገ መንግስቱን መሰረት ያደረገ የቅጥር አይነት ያካሂዳሉ ማለት ነው። እንግዲህ

እሺ ጤና ሰላም ጤና ይስጥልኝ አመሰግናለሁ ::ለቀረበልኝ ጥያቄ ምላሽ ለመስጠት ወደዚህ ቀርቤለሁ ማለት ነው። እንግዲህ ከጥያቄው ስነሳ በትምህርት ቤት የምትወደው ትምህርት ምን ነበር? ለሚለው ጥያቄ ምላሽ ለመስጠት- እንግዲህ በትምህርት ቤት የምወደው ትምህርት ያው ብዙ አይነት ትምህርቶች አሉ። ከነዛ ትምህርቶችም:- የሚሆኑት ትምህርቶቼን በጣም አድርጌ እወዳቸዋለሁ ማለት ነው። ከሁሉም አብልጬ የምወደው ግን የእንግሊዘኛ ትምህርት ነው። እንግዲህ የእንግሊዘኛ ትምህርት የወደድኩበት ምክንያት:- እንግዲህ እንግሊዘኛ ማለት በአለማችን ላይ በሰፊው ከሚነገሩ ቋንቋዎች- አንዱ ስለሆነ ማለት ነው። እና ይሄ ቋንቋ እንግዲህ- ከተለያዩ የአለም ማህበረሰብ ጋር ተግባቦትን ለመፍጠር ስለሚያግዝ እንግሊዘኛን ትምህርት በከፍተኛ ሁኔታ እወደዋለሁ ማለት ነው። በጣም ደስ የሚለኝ የትምህርት አይነት ነው ማለት ነው። እናም በዚህ ምክንያት ይሄን ትምህርት ልወደው ችያለሁ ማለት ነው ::እና- የእንግሊዘኛ ትምህርት ሁሉም ሰው የሚጠላው ነው። ነገር ግን እኔ ደግሞ በጣም ይመቸኛል ማለት ነው ::እና ጓደኞቼ እንዴት ነው ይሄን ትምህርት የወደድከው እያሉ ይጠይቁኛል ማለት ነው ::እንግዲህ ይሄን ትምህርት- ስለምወደው ከፍተኛ ውጤትም የማስመዘግብበት የትምህርት አይነት እንግሊዘኛ ትምህርት ነው ማለት ነው። ምክንያቱም:- ስለምወደውና በደስታ ስለምማረው በፍላጎት ስለምማረው ይህንን ውጤት ጥሩ ውጤት ይህን ትምህርት ጥሩ ውጤት አስመዘግብበታለሁ ማለት ነው ::እና- ይህን ውጤት ጥሩ እንዳስመዘገብ ያገዘኝ እናም እንደወደው ያገዘኝ አንድ አስተማሪ አለ ::ማለት ነው እንግዲህ ሁለተኛ ክፍል እያለሁ ገና ከጅምሩ ማለት ነው- ያ አስተማሪ በጣም ይወደኝና ይንከባከበኝ ስለነበረ- ለሱ ስለ ትምህርቱንም ሰውየውን ስለምወደው ትምህርቱን ጥሩ አድርጌ እንዳጠና ረድቶኛል :ማለት ነው። እና እንግዲህ ሁላችሁም የምትወዱት የተለያየ የትምህርት አይነት ሊኖር ይችላል ማለት ነው እና- የወደዳችሁበት የራሳችሁ ምክንያትም ሊኖራችሁ ይችላል ማለት ነው። እንግዲህ የተለያየ ምክንያት ይኖራችኋል። ሌላኛው ደግሞ በጣም የምወደው የሂስትሪ ትምህርትን በጣም እወደዋለሁ ማለት ነው። ወደ ሃይስኩል ከሄድኩ በኋላ ሂስትሪ የሚባለውን የትምህርት አይነት በጣም በእጅጉ የምወደው የትምህርት አይነት ነው ማለት ነው። ይሄን ለምን ትወደዋለህ ካላችሁኝ እንግዲህ ይሄ ሂስትሪ ማለት ስለ ሀገር የሚያጠነጥን ወይም ደግሞ ታሪክ ብለን የምንጠራው የትምህርት አይነት ማለት ነው። እና ይሄ ታሪክ ብለን የምንጠራው የትምህርት አይነት በጣም ደስ የሚል ነው። ምክንያቱም:- ስለ ሀገራችን ስለ ባለፉት ጀግኖች የሚያወሳ የሚወሳ የትምህርት አይነት ነው ማለት ነው። እና እኔ ደግሞ ጀግና በጣም ደስ ይለኛል ስለ ጀግና ሲወራ በጣም ነው ማለት ነው የምወደው እንዲሁም ደግሞ- ስለ ሀገሬ ስለ ኢትዮጵያ ድሮ ላይ ስለነበረችበት ሁኔታ በደንብ አድርጎ ስለሚዳስስልኝ ይሄን የትምህርት አይነት በጣም እንደወደው አድርጎኛል ማለት ነው። እና- ይሄ የትምህርት አይነት የወደድኩበትም እንዲሁ አስተማሪውን እወደው ነበር ማለት ነው። እና በነገራችን ላይ አስተማሪውን የምንወድ ከሆነ ትምህርታቸውንም በዘው እንደምንወድ መዘንገት የለብንም ማለት ነው። እና- ይህን ለማድረግ ደግሞ ካስተማሪዎች ጋር ምንም አይነት ሰጣ ገባ መግባት መጣላት: መጋጨትም ሆነ መጨቃጨቅ እንደማይኖርብን ነው ማለት ነው ::ችግሮች ቢፈጠሩ እንኳን ከአስተማሪዎች ጋር በጥሩ ሁኔታ ለመፍታት መሞከር ማለት ነው። እንጂ- አይ ከአስተማሪው ጋር ተጣልቻለሁ ብሎ ትምህርቱንም መጥላት እንደሌለብን እነግራችኋለሁ ማለት ነው። ሌላውና በሶስተኛ ደረጃ የምወደው ትምህርት ደግሞ አማርኛ ቋንቋን- ወይም ደግሞ የአማርኛ የትምህርት አይነትን በጣም እወደዋለሁ ማለት ነው። ይህንን ለምን ትወደዋለህ? ታላችሁኝ እንግዲህ የአማርኛ ትምህርት በጣም አስፈላጊ የሆነ ነው ማለት ነው። ብዙ ሰው ግን- ይሄን ትምህርት ይጠለዋል ማለት ነው። ምክንያቱም:- የራሱ ቋንቋ ስለሆነ ቀለል አድርጎ ስለሚያየው ቀለል አድርጎ ያየዋል። ከዛም ያንን ትምህርት ማንበብ አይፈልግም ማለት ነው። ምክንያቱም :-እንዴ ቋንቋዬ አይደለም እንዴ እንዴት ይሄ ይጠፋኛል ብሎ ሳያነብ እንዲሁ ዝም ብሎ- ይተወዋል ማለት ነው። ከዛም ይሄ ትምህርት እንግዲህ እየከበደ ይመጣል ማለት ነው ::በነገራችን ላይ የአማርኛ ትምህርት ቀላል የሚባል የትምህርት አይነት አይደለም። ማንበብ ይጠይቀናል ማለት ነው። እና- ይሄንን እንግዲህ ይሄ ትምህርት አይነት ደግሞ የወደድኩበት ምክንያት ከቤተሰብ ወይም ደግሞ ከአፍ መፍቻ ቋንቋ በተጨማሪ የተለያዩ ቃላትን የምማርበት ስለሆነ እና እንግዲህ ለቃላት ምርጫ እንዲኖረኝ :ውብ ተነጋሪ እንደሆን :ውብ ጸሐፊ እንደሆን: ዉብ አድማጭ እንደሆን ስለሚያግዘኝ ይህንን የትምህርት አይነት በጣም እወደዋለሁ ማለት ነው። እና- ጥሩ ውጤትም የማስመዘገብበት የትምህርት አይነት ነው ማለት ነው።

እሺ ቤተሰብ አመሰግናለሁ ጥያቄውን ለመመለስ ፍቃደኛ ሆኜ ወደ እናንተ መጥቻለሁ ማለት ነው እንግዲህ ጥያቄውም እንዲህ ይላል የምትወደው ፍራፍሬ ምንድነው ይላል? እንግዲህ ብዙ አይነት ፍራፍሬዎች አሉ ማለት ነው። የተለያዩ ፍራፍሬዎች አሉ ለምሳሌ ሎሚ ብርቱካን ሙዝ ፓፓዬ አቮካዶ የመሳሰሉት እንዲሁም ደግሞ ሀባብ የሚባሉት ሁሉ ማለት ነው የመሳሰሉት ፍራፍሬዎች አሉ። እንግዲህ ከእነዚህ ፍራፍሬዎች ውስጥ እኔ አብዝቼ የምወደው ቲማቲም ተሰርቶ ማለት ነው ቲማቲም ለብ ለብ የሚባለውን የምግብ አይነት እወደዋለሁ። እንዲሁም ደግሞ ብርቱካን በጣም ነው የምወደው ማለት ነው። እንግዲህ ይሄ ብርትኳን ሽታዉም ሆነ ጣም ነው በጣም ይጥማል ማለት ነው እና ይሄን ብርቱካን በጣም እወደዋለሁ ማለት ነው። የምወድበትም ጣዕም ስላለው ብቻ ሳይሆን እንዲሁ እንግዲህ እነዚህ ፍራፍሬዎች ከፍተኛ የሆነ በሽታን የመከላከል አቅም ቫይታሚን ስላላቸው እነዚህን ምግቦች ፍራፍሬዎች መመገብ በጣም ደስ ይለኛል ማለት ነው። እንግዲህ ይሄ ፍራፍሬ ደግሞ መመገብ በጣም የወደድኩት በተለይ ወደዚህ ወደ ደቡብ አካባቢ ከመጣው ጀምሮ ፍራፍሬዎቼን አብዝቼ እጠቀማለሁ ፍራፍሬ መብላት በጣም ነው ደስ የሚለኝ ማለት ነው። ለምሳፍ ለምሳሌ ወደዚህ ወደ ደቡብ ከመጣሁ ከለመድኳቸው ፍራፍሬዎች ውስጥ አብካዶ የሚባለውን ፍራፍሬ ደቡብ ላይ ከመጣው በኋላ የለመድኩት የምግብ አይነት ነው ማለት ነው። እንጂ እኛ አካባቢ ያለው አቮካዶ የሚባል የሚታወቅ ምግብም ወይም ደግሞ ፍራፍሬ አይደለም ማለት ነው። ነገር ግን እዚህ ከመጣው በኋላ በቀስታ ይህንን ፍራፍሬ ልለምደው እችላለሁ ማለት ነው። እንግዲህ ይሄ መጀመሪያ ለመልመድ በስኳር እየተቀላቀለ አቮካዶን ስበላ ቆይቼ ኋላ ላይ በባዶም ስበላው እንኳን በጣም የሚጥመኝና ውስጤን ደስ የሚያደርገኝ የሚያረካኝ ፍራፍሬ ነው ማለት ነው። እንግዲህ ፍራፍሬዎች ብዙ አይነት ጥቅም አላቸው ያው እንደ ፍራፍሬዎቹ ማለት ተመሳሳይ ነው ባይባልም የተለያየ ጥቅም ይሰጣሉ ማለት ነው። ሌላው ደግሞ ሙዝ ነው ሙዝ እንግዲህ ከፍራፍሬዎች ውስጥ የሚመደብ የምግብ አይነት ነው እና በጠፍጥናው በጣም የሚጥም እጅግ በጣም አሪፍ የሆነ ፍራፍሬ ነው። እንግዲህ ይሄ ሙዝ ሁለት አይነት ጠቀሜታዎች አለው ይላል ሳይንሱ አንድም የሀይልና ሙቀት ሰጪ ነው ማለት ነው። በሁለተኛም ደረጃ እንደሌሎች ፍራፍሬዎች በሽታን የመከላከል አቅም አለው ማለት ነው እና ሙዝ መጠቀም በጣም አሪፍ ነው በተለይ ለስፖርተኞቹ ይመከራል ማለት ነው። ስፖርተኞቹ ወደ ስፖርት መግባታቸው በፊት ለምሳሌ የእግር ካስ ተጫዋቾች ይህን ምግብ ከመግባታቸው በፊት ሳያበዙ በትንሹ ይመገቡታል ማለት ነው። ይሄ ምግብ ለምንድነው የሚመገቡት ካልን ሀይልና ሙቀት ለማግኘት ጉልበት ለማግኘት ይሄንን ምግብ ይመገቡታል ማለት ነው። እና ይሄ ምግብ ከፍተኛ የሆነ ጥቅም አለው ማለት ነው። ፍራፍሬዎች ሌላ ደግሞ ማንጎ የሚባል ፍራፍሬ አለ ይሄም ፍራፍሬም እኔ በጣም እወደዋለሁ ማለት ነው። ማንጎ የሚባለውን ፍራፍሬም እንዲሁ የለመድኩት ወደዚህ ወደ ደቡብ ክፍል የሀገሪቱ ክፍል ከመጣው በኋላ ነው እንጂ እኛ አካባቢ አልመድኩትም ያው በርግጥ እኛ አካባቢ ይሄ ማንጎ የሚባለው ፍራፍሬ አለ ነገር ግን እዛ አልመገበውም ማለት ነው። ምክንያቱም አልወደውም ስለነበረ አልመግበውም አሁን ላይ ግን ያው እመግበዋለሁ ማለት ነው። እና ምንድን ልላችሁ ፈልጌ ነው ፍራፍሬ መመገብ ለጤና በጣም አሪፍ የሆነ ነገር ነው እና ፍራፍሬ ሁላችንም ልንወድ ይገባል ማለት ነው። አሁን ላይ ባንወንድ እንኳን ደጋግመን በመመገብ ስለዛ ፍራፍሬ ያለን የፍላጎት እንዲጨምር ማድረግ ይቻላል ማለት ነው። እና ፍራፍሬ መመገብ ትልቅ ጥቅሞች አሉት ማለት ነው። ምግብን ከመከላከል አኳያ ይሄን ፍራፍሬ የመጠቀም ጥሩ ስለሆነ ሁላችሁም ፍራፍሬ እንድትመገቡ እጋብዛችኋለሁ ማለት ነው። እንግዲህ ፍራፍሬ መመገብ ሀክምና እንደመሄድ ይቆጠራል ማለት ነው። ምክንያቱም እያንዳንዱ ፍራፍሬ የራሱ የሆነ በሽታ የመከላከል አቅም ስላለው የቅድመ ህክምና ማለት እንችላለን ማለት ነው። እንግዲህ ሰው በምግብ እጥረት ሊጎዳ ይችላል ማለት ነው። እና ይህንን ለማስተካከል ምግብ መመገብ አለበት ማለት ነው። እና ከእነዚህ ምግቦች መካከል ፍራፍሬ መመገብ በጣም አሪፍ ነው ማለት ነው። እንግዲህ ወደ ደቡብ ያሉ ሰዎችን ብናይ የሰውነታቸው ግብዳና ብዳና ለበሽታ የማይጠቁ ናቸው። ይሄ የሆነበት ምክንያትም ፍራፍሬዎችን አብዝተው ስለሚመገቡ ነው። እንግዲህ ፍራፍሬ በደቡብ አካባቢ በከፍተኛ ሁኔታ የሚቄ ስለሚሆን

እሺ ቤተሰብ በጣም አድርጌ አመሰግናለሁ ደህና ናችሁ እኔ በጣም ደህና ነኝ። እሺ ከዚህ በመቀጠል ሃይማኖታዊ ግብርን ታደርጋለህ? ታከብራለህ ለሚለው ጥያቄ ምላሽ ልሰጣችሁ ወደዚህ መጥቻለሁ ማለት ነው። እንግዲህ ሃይማኖታዊ ግብር ታከብራለህ ወይ ሲባል? እንግዲህ ሃይማኖታዊ ግብር ማክበር ማለት ለሃይማኖታችን በጣም አስፈላጊና ጥሩ የሆነ በተለይ ደግሞ በኦርቶዶክስ እምነት ተከታይ ላይ በከፍተኛ ሁኔታ ይደረጋል ማለት ነው። በርግጥም ይሄ ሃይማኖታዊ ግብር ያው ሁሉም ሃይማኖት የየራሳቸው ግብር ያላቸው ቢሆንም ከዛ በዘለለ ግን እኔ ኦርቶዶክስም እንደመሆኔ መጠን በእኛ ላይ ያለውን ግብር ስለማውቅ ማለት ነው። ከሌሎቹ የተሻለ ነው ብዬ አምናለሁኝ እና ይህን ሃይማኖታዊ ግብር አከብራለሁ ማለት ነው። ምክንያቱም ሃይማኖታዊ ግብር ማለት እንግዲህ አንድ የሃይማኖት እምነት ተከታይ ወይም ደግሞ ለሚከተለው ሃይማኖት ግብር ማድረግ ይጠበቅበታል ማለት ነው። ለምሳሌ እኛ አስራት የሚባል አለ አስራት በኩራት ተብሎ የሚጠራው ማለት ነው። አንድ ሰው ከሚያገኘው ግብር ላይ አስራት ሊከፍል ይገባል ማለት ነው። ይህም ማለት እንግዲህ አስራት ማለት አንድ አስረኛውን ለቤተክርስቲያን ማስገባት እንደማለት ነው። ለምሳሌ ብንወስድ እኔ አሁን በቀን መቶ ብር የማገኝ ከሆነ አስሯን ብር ለቤተክርስቲያን ማስገባት ማለት ነው። እንዲሁም ደግሞ አንድ ሺህ ብር የማገኝ ከሆነ መቶዋን ብር ለቤተክርስቲያን ማስገባት ማለት ነው። እና ይህ ተግባር እንግዲህ በጣም አስፈላጊ የሆነና ከአንድ እምነት ተከታይ ወይም ደግሞ ከኦርቶዶክሳዊ እምነት ተከታይ ውስጥ የሚጠበቅበት ሀላፊነት እና ተግባር ነው ማለት ነው። እና ይህ እንደመሆኑ መጠንም እኔ ይህን ሃይማኖታዊ ግብር አከብራለሁ ማለት ነው። እንዲሁም ደግሞ ግብር የሚባል አለ ስንዴ ማለት ነው የሚገበር ለቤተክርስቲያን ገቢ አደርጋለሁኝ። ምክንያቱም ያንን ግብር ለቤተክርስቲያን የማላስገባ ከሆነና የማልገብር ከሆነ ምናልባት አይበለውና የሆነ ነገር መጥፎ ነገር ማለት ሞት ወይም ደግሞ ከቤተሰብ ራሴም ሊሆን ይችላል የሞት አደጋ ቢከሰት ፍትሃት የሚባለው ነገር አይከናወንም ማለት ነው። ምክንያቱም ግብር የተባለውን ነገር ለቤተክርስቲያን በሰአቱና በጊዜው አለማገበሬ ዋጋ ያስከፍለኛል ማለት ነው። እና ይህ ግብር ማለት እንግዲህ በጣም አስፈላጊ ነው ማለት ነው። ለቤተክርስቲያኒቷ ምክንያቱም እንግዲህ ቤተክርስቲያን ብዙ ነገሮችን ታደርጋለች ማለት ነው ያንን ለማድረግ ደግሞ ገቢ ያስፈልጋታል ማለት ነው። እና ይህን ገቢ የምታደርገው እንግዲህ የእምነት ተከታዮቿ በኦርቶዶክስ ውስጥ ያሉ እምነት ተከታዮች ያለባቸውን ግብር በሰአቱና በተገቢው ሁኔታ እንዲሁም ደግሞ አስፈላጊ የሆነውን ግብር መክፈል ሲችሉ ነው ማለት ነው። ሶ ይሄ የከፈሉትን ግብር ተጠራቅሞ ቤተክርስቲያን የሚያስፈልጋትን አልባሳት ጽናጽል ሊሆን ይችላል። እንዲሁም ደግሞ ሌሎች መጽሐፍ ቅዱስ የመሳሰሉት ነገሮች ዲያቆናት ቄሳውስት እና ደግሞ ሌሎችም የሚቀጠሩ መቀጠር ያለባቸው የሚቀጠሩት እነዚህን ይሄንን ግብር በመጠቀም ነው ማለት ነው። ምክንያቱም ግብር እንግዲህ አስፈላጊ የሆነ ነገር ነው ማለት ነው። የሰው ልጅ እንግዲህ ለሚሰራው ለመንግስት ግብር እንደሚገብር ሁሉ ሃይማኖታዊ ግብርም መገበር ግዴታው ነው ማለት ነው ይሄ ውዴታ ግዴታ ነው ማለት ነው። እንግዲህ ይሄ እንደመሆኑ መጠን ሁላችንም ይህንን ተገንዝበን ከዚህ በኋላ ሃይማኖታዊ ግብር እንድናከብር ይጠበቅብናል ማለት ነው። እና ሃይማኖታዊ ግብር እንግዲህ ይህንን ይመስላል ማለት ነው። ሌላም ደግሞ ሃይማኖታዊ ግብር ታከብራለህ ሲባል ምናልባትም ግብር እንግዲህ ሲባል ፀባይ ባህሪ እንደማለት ነው እና በዚህ መልኩ ታየነውም ደግሞ ሃይማኖታዊ ግብርን አደርጋለሁኝ ማለት ነው። እና ይሄ ሃይማኖታዊ ግብር በጣም አስፈላጊ የሆነና በጣም ጥሩ ነገር ነው ማለት ነው። ስለዚህ ሃይማኖታዊ ግብርን እያከናወንኩ ነው ማለት ነው። እኔ የምንቀሳቀሰው ሶ ሃይማኖታዊ ግብር ማለት ይህንን ለማድረግ እንግዲህ ሃይማኖታዊ ግብርን ለማከናወን ሁላችንም ማድረግ ያለብን ነገር አለ ማለት ነው። እና ሃይማኖታዊ ግብርን ማድረግ ጥሩ ነገር ነው። ለምሳሌ ወደ ቤተክርስቲያን ስንሄድ ነጠላ ለብሶ መንቀሳቀስ የመሳሰሉት ነገሮች ሃይማኖታዊ ግብርን የሚያስፈልጉ ናቸው ማለት ነው። እና ሃይማኖታዊ ግብር ከሁላችንም የሚጠበቁ ነገሮች ናቸው ማለት ነው። ሃይማኖታዊ ግብርን እናደርጋለን ማለት ነው። ሃይማኖታዊ ግብርን እንድታደርጉ ሁላችሁንም እጋብዛችኋለሁ ሃይማኖታዊ ግብር በጣም አስፈላጊና ልናደርገው የሚገባ ተግባር ነው ማለት ነው። ስለዚህ ጓደኛዬ አሁን እየጠራኝ ስለሆነ በኋላ እስከምንገናኝ እወዳችኋለሁ። ሰላም ጊዜ ይሁንላችሁ እናንተም ሃይማኖታዊ ግብር እንድታደርጉ እጋብዛችኋለሁ ማለት ነው። ሰላም ጤና ይስጥልኝ። ደህና ሁኑ እወዳችኋለሁ። ሰላም ለእናንተ ይሁን ሰላም ከእናንተ ጋር ይሁን ማለት ነው። ለዛሬ የነበርን ቆይታ ይሄ ነው።

እሺ አመሰግናለሁ ቤተሰብ እንግዲህ ለቀረበልኝ ጥያቄ ምላሼ በደስታ አለመስጠት እወዳለሁ ማለት ነው። እንግዲህ ጥያቄው ምን ይላል ሽቶው ትጠቀማለህ ወይ ይላል? አዎ እንግዲህ ሽቶ እጠቀማለሁ። አሁን ላይ ብዙ አይነት ሽቶዎች አሉ። በጣም ብዙ የሚባሉ ማለት ነው እና እኔ አራት ወይም አምስት የሚሆኑ ሽቶዎችን ተራ በተራ እየገዛሁ ተጠቅሜያለሁኝ ማለት ነው። እና በተለይ ፎግ የሚባለው ሽቶ እጅግ በጣም የሚያምር ሽታ ያለው በጣም አሪፍ የሆነ ነው። እና ይህንንም ሽቶ እንግዲህ ዋጋው ትንሽ ወደድ ያለ ነው። ቢሆንም ግን ያው የገዛን ሽቶ አሪፍ ከመሆኑ የተነሳ እንጠቀማለን ማለት ነው። እንግዲህ ይሄ ሽቶ ያው እኔ አልገዛሁትም ጓደኛዬ ጌዲዮን ይባላል። እንግዲህ እሱ ገዝቶ የሱን እንጠቀም ነበር። ያው ልጁ በሚገርም ሁኔታ ጉራጌ ነው። ግን ቢሆንም ያው ሽቶውን ሰጥቶን በጣም አስደምሞናል ማለት ነው። ምክንያቱም ተጉራጌ ላይ እንዲህ አይነት ነገር መውሰድ በጣም ከባድ ነበር። ማለት በወሬ ስንሰማ ግን ያው በስም ሆኖ ነው እንጂ አንዳንድ ጉራጌዎች ይሰጣሉ ማለት ነው። እና ምን ለማለት ፈልጌ ነው እንግዲህ ፎግ በጣም አሪፍ የሆነ ሽቶ መዓዛ ያለው ነው። እና ይሄን ሽቶ እንግዲህ በተለያየ ሰዓት እጠቀማለሁ ማለት ነው። በተለይ ደግሞ ያው እንደዚህ ወደ መዝናኛ በምሄድበት ጊዜ ወደ ክላስ በሚሄድበት ጊዜ እንዲሁም ደግሞ ልብስ አጥበን ያ ልብስ ሌላ መጥፎ ሽታ ሊኖረው ስለሚችል ለዛ እንግዲህ ሽቶ እንቀባዋለን ማለት ነው። አሪፍ መዓዛ እንዲኖረው እና ይሄ ፎግ ሽቶ በጣም ደስ የሚል የሽቶ አይነት በመሆኑ እሱን ተቀብተን ወደ ክፍል ወደ ክላስ ወደ ክፍል ወይም ደግሞ ሌላ መዝናኛ ቦታ ስንሄድ እሱን እንጠቀማለን ማለት ነው። ምክንያቱም እንደዚህ ያልኩበት ወደ ስራ ስንሄድ ማለት እንደዚህ የጉልበት ስራ አይነት የምንሰራ ከሆነ ግን ሽቶ ተቀብተን ላንሄድ እንችላለን ማለት ነው። ምክንያቱም እዛ ቦታ ላይ የተለያየ አቧራ እና ደግሞ ቆሻሻ ላብ ምናምን ሊሆን ስለሚችል ከሽታው ጋር በመዋሃድ ሌላ መጥፎ ጠረን ሊያመጣ ስለሚችል ይህን ሽቶ እንግዲህ በስራ ሰዓት አንጠቀመውም ማለት ነው። ይልቅስ ያው እንዳልኳችሁ በመዝናኛ ስንሄድ ወይም ደግሞ አመት በዓል ሊሆን ይችላል ስናከብር እና ለመሳሰሉት ነገሮች ሽቶ ተቀብተን እንሄዳለን ማለት ነው። ሌላኛው ደግሞ የሱዳን ሽቶ የሚባል አለ። ይህ የሱዳን ሽቶም በሽታው እንግዲህ እንደኔ ማለት ነው ከፎግ ቀጥሎ በጣም ደስ የሚል ሽታ መዓዛ ያለው የሽቶ አይነት ነው ማለት ነው። እና ይሄን ሽቶም እጠቀማለሁ ተጠቅሜው አውቃለሁ ማለት ነው። ያው ዋጋውም ያን ያህል ከባድ የሚባል አይደለም። በመካከለኛ ዋጋ ገዝቼ በቀላሉ የምጠቀመው የሽቶ አይነት ነው ማለት ነው። እና ይህ እንደመሆኑም እንግዲህ በብዙ ጊዜ እሱን እጠቀማለሁ ማለት ነው። ፎግ ግን ዋጋ ወደድ ስለሚል ሁሌ አልጠቀምም ብገዛውም እንኳን እየቆጠብኩ አልፎ አልፎ ነው የምጠቀመው ማለት ነው። ይሄንኛው ግን ዋጋው ረከስ ያለ ከመሆኑ አንፃር ሁሌ እለት በእለት እቀባዋለሁ ማለት ነው። እና እንግዲህ ሽቶ በጣም አሪፍ ነው ብዬ ነው የምወስደው። እንዲሁም ደግሞ ከዚህ በተጨማሪ መጥፎ ጠረን የሰውነት ጠረን ያላቸው አሉ። በተፈጥሮ ማለት ነው ሰውነታቸው የሆነ የሚሸት ሌላ የሽቶ የሽታ መዓዛ ያለው አለ ማለት ነው። እንደዚህ አይነት ሽት ሰዎች እንግዲህ ሽቶ የግድ መጠቀም ይኖርባቸዋል ማለት ነው። ለብብታቸው የሚሆን ሽቶ ሊቀቡ ይችላሉ። እና ይሄ ሽቶ እንግዲህ ያንን መጥፎ ጠረናቸውን መጀመሪያ ከታጠቡ በኋላ ሲቀቡት ያንን መጥፎ ሽታ ሊያጠፋላቸው ይችላል ማለት ነው። እናም ስለሚያጠፋላችሁ ይሄን ሽቶ ይጠቀማሉ ማለት ነው። በተለይ በአሁኑ ሰዓት ወደ ከተማው አካባቢ የሚገኘው ማህበረሰብ ሽቶን አብዝዶ ይጠቀማል ማለት ነው። ይህም የሆነበት ምክንያት እንግዲህ ያው እነሱ ያን ያክል ከባድ የሚባል ስራ አይሰሩም ማለት ነው። ከተማ ላይ የሚኖሩ የጉልበት ስራ ሳይሆን ሌሎች የአእምሮ ስራዎች የቢሮ ስራዎች የመሳሰሉትን ስለሚሰሩ ሽቶን እንግዲህ አብዝተው ይጠቀማሉ ማለት ነው። ወደ ገጸሩ አካባቢ ስንሄድ ግን አብዛኛውን የሚሰራው የጉልበት ስራ እንደመሆኑ መጠን ሽቶን የመጠቀም እድላቸው በጣም ዝቅተኛ ነው ማለት ነው። ሽቶን አይጠቀሙም አብስተው ማለት ነው። ከዚህ አንፃር ሽቶ እኔም እንግዲህ የምኖረው ተማሪ ነኝና ካምፓስ ወይም ደግሞ ግቢ ውስጥ ዩኒቨርሲቲ ውስጥ ስለምኖር የጉልበት ስራ ብዙን ስለማልሰራ ይህንን ሽቶ እጠቀማለሁ ማለት ነው። እና ይሄ ሽቶ በጣም አሪፍ ነው ማለት ነው። አሁን ላይ ራሱ ሽቶ ተቀብቼ ነው ማለት ነው። ይሄን ስራ እየሰራሁ ያለሁት ምክንያቱም የጉልበት ስራ ስላልሆነ ሽቶውን ለመቀበል

እሺ ቤተሰብ አመሰግናለሁ ስለተፈቀደልኝ በቅድሚያ እድሉ ስለተሰጠኝ እጅግ አድርጌ እያመሰገንኩ የቀረበልኝን ጥያቄ ለመመለስ ወደ ጥያቄው እሄዳለሁ ማለት ነው። ሳንደል ትለብሳለህ ነው የሚለው? አዎ ሳንደል እለብሳለሁ እንግዲህ ሳንደል ማለት ነጠላ ጫማ ማለት ነው። ይህ ነጠላ ጫማ እንግዲህ ለብዙ አላማ እንለብሳለን ማለት ነው እኔም ብዙ ጊዜ ሳንዳል እለብሳለሁ ማለት ነው። ይሄ ሳንዳል ወይም ደግሞ ነጠላ ጫማ ለብዙ ተግባራት እጠቀምበታለሁ ማለት ነው። እኔ አብዛኛውን ሳንደል ጫማ ወይም ነጠላ ጫማ የምጠቀመው ሻወር ስገባ ነው ማለት ነው። እና ሻውር በምገባበት ጊዜ ይሄን ሳንዳል ተጠቅሜ ነው ማለት ነው። የምገባው ምክንያቱም ሌላ ሽፍን ጫማ ወይም ቆዳ ጫማ ለብሼ ብገባ ለመታጠብ አመቺ ስለማይሆንና ያም ስለሚበላሽ ጫማው የግድ ሳንዳል የተባለውን ጫማ መጠቀም ስለሚኖርብኝ እሱን ለብሼ ነው ማለት ነው። የምጠቀመው እና ሳንዳል ጫማ በጣም ጥሩ ነው ማለት ነው። እንዲሁም ደግሞ ከስራ ተመልሼ በጣም እንደደከመኝ ማለት ነው። ሳንዳል ለብሼ እግሬን ወይም ደግሞ ሌላውን ሰውነት አካል ክፍሌን ከታጠብኩ በኋላ ወክ ስወጣ ሳንደል ነው የምለብሰው ማለት ነው። ምክንያቱም ሳንደል እኛ አካባቢ ላይ እንግዲህ መንገዱ አስፋልት እንደመሆኑ መጠን አቧራ ምናምን የለምና ይሄንን ሳንዳል ለብሼ እንቅስቃሴ አደርጋለሁኝ ማለት ነው። እናም ይሄ ሳንዳል ምቹ ነው ማለት ነው። ወክ ለማድረግ በጣም ምቹ ነው እግር ምናምን አያጣብቅም እግርን ያናፍሳል ማለትም እግር ለላ ብሎ ቀለል ባለ ሁኔታ እንቅስቃሴ ለማድረግ ስለሚያመች ይሄንን ሳንዳለ ለብሼ ነው ማለት ነው። ወክና እንዲሁም ደግሞ ለተለያየ ጉብኝት በሚሄድበት ጊዜ የምለብሰው ማለት ነው። እንዲሁም ደግሞ ቤት ውስጥ እዚው ቤት ውስጥ የምውል ከሆነ ቤት ለቤት የምለብሰው ይሄንን ሳንዳል ጫማ ነው ማለት ነው። ምክንያቱም ይሄ ሳንዳል ጫማ በጣም ምቹ ከመሆኑ የተነሳ ማለት ነው ሳንዳል ጫማ ለብሼ ነው ማለት ነው። እንትን የማደርገው ቤት ለቤት እንትን የምለው ምክንያቱም አመቺ ነው ለተለያዩ ስራዎችን ለምሳሌ ለመተኛት ሊሆን ይችላል። ቤት ውስጥም ስገባ እንግዲህ ቤታችን ስጋጃ ነውና የተነጠፈው ይሄን ስጋጃ እንግዲህ ሽፍን ጫማ ለብሼ ወደ ውጭ ወጥቼ ደግሞ ድጋሚ ለማውለቅ በጣም አዳጋች ስለሚሆን ነጠላ ጫማውን ወይም ሳንዳሉን ተጠቅሜ ወደ ውጭ ከወጣሁም በር ላይ አውልቄ ወደ ቤት መግባት እችላለሁኝ ማለት ነው። እንዲሁም ደግሞ ሳንዳሉ በጣም ንጹህ ከሆነ ለብሼው ገብቼ አልጋ ላይ ጋደም ለማለት ወይም ደግሞ ለመተኛት በቀላሉ አውልቄ እንትንስ ለሚያመቸኝ እሱን ሳንዳሉን ጫማ ቤት በሞውልበት ጊዜ አብዝቼ እጠቀማለሁኝ ማለት ነው። እናም ግን ቤት ውስጥ ስውል ብቻም ሳይሆን አንዳንዴ ሳንዳል የምጠቀምበት ሁኔታም ይኖራል ማለት ነው። ሳንዳል የምጠቀመው እንግዲህ የሌሎች ሽፍን ጫማዎቼ ከረጠቡ ማለትም አጥቢያቸው እስከሚደርቁልኝ ድረስ ሳንዳል ጫማ እጠቀማለሁኝ ማለት ነው። እና ሳንዳል ጫማ ያው ብዙ ጥቅሞች አሉት እንደውም በፊት ላይ አዛኛው ማለትም ሀገር ቤት እያለሁ የምጠቀመው ሳንዳል ጫማ ነበር ማለት ነው። ምክንያቱም ሳንዳል ጫማ ከሽፍን ጫማ በዋጋ ሲነጻጸር በጣም በዝቅተኛ ዋጋ የምሽጥ በመሆኑ ሳንዳል ጫማ ቀላል ነው ማለት ነው። ለመግዛት እና ለመጠቀም እናም ቤተሰብ ሳንዳል ጫማ እንድለብስ ነበር ማለት ነው ብር መግዣ የሚሰጡኝ ምክንያቱም ሌሎችን ለመግዛት በጣም ውድ ነው እንግዲህ ሁለት ሺህ ሶስት ሺህ ብር በቀላሉ አውጥተን ነው ማለት ነው። ሽፍን ጫማ የምንግዛው ሳንዳል ጫማን ግን በትንሹ በመቶ ሃምሳ ወይም ደግሞ ሁለት መቶ በቃ ከሁለት መቶ ከመቶ ሃምሳ እስከ አምስት መቶ ብር ባለው ልዩነት መግዛትና መጠቀም ስለሚያስችለን ማለት ነው። ይሄንን ሳንዳል ጫማ እለብሳለሁኝ ማለት ነው። በርግጥ ሳንዳል ጫማ እንግዲህ ብዙ ደረጃዎች አሉት አሁን የጠራኋቸው ቀለል ያለ ዋጋ ወይም ደግሞ ዝቅተኛ ከሚባሉት ውስጥ ነው ማለት ነው። እና ሳንዳል ጫማ ሆኖም ከቆዳ የተሰራ ሊሆን ይችላል ማለት ነው። እንዲሁም ከቡሽ የተሰራ ሊሆን ይችላል እና እኔ የምጠቀመው በብዛት ከቡሽ የተሰራውን ሳንዳል ነው ምክንያቱም ይህ ከቡሽ የተሰራው ሳንዳል በቀላሉ ለመታጠቢያነትም ያገለግላል ዋጋውም ርካሽ እንደመሆኑ መጠን ይህንን ሳንዳል አብዝቼ እጠቀማለሁኝ ማለት ነው። እና ሳንዳል ጫማ እንድትለብሱ እመክራችኋለሁ ምክንያቱም ለእግራችሁ ራሱ እግራችሁ በጣም እንዳይለሰልስ ማለት ጠንካራ ቆዳ እንዲሆነው ሳንዳለ ጫማ መልበስ በጣም ወሳኝ ነገር ነው ማለት ነው። እና ይህ ስለሆነ ሁላችሁም ሳንዳል እንድትለብሱ እጋብዛችኋለሁ ማለት ነው። እንግዲህ ሳንዳልን ያው ሁሉ ላልኳችሁ ነገር ለሻውር ወክ ስወጣ ማታ ላይ ማለት ነው።

እሺ አመሰግናለሁ እድሉ ስለተሰጠኝ። እንግዲህ የአመራር ሚና አለህ? የሚለውን ጥያቄ ለመመለስ ነው ማለት ነው ጥያቄ የቀረበልኝ። እንግዲህ የአመራር ሚና ሲባል የአመራር ማለት እንግዲህ በአንድ የስራ ሂደት ውስጥ እንደ ሀላፊነት ወይም ደግሞ ሀላፊነት በመውሰድ ሰዎችን እንዴት መስራት እንዳለባቸው አቅጣጫ የመስጠት እንዲሁም ደግሞ ስለ ስራው ሁኔታ ገለጻ በማድረግ እንዴት መስራት እንዳለባቸው የምናሳይበት አቅጣጫ ወይም ደግሞ አመላካች ነው ማለት ነው። እና ይህ እንደመሆኑ እንግዲህ የአመራር ሚና እኔ አለኝ ማለት ነው። እንግዲህ የአመራር ሚና ያው በብዙ መንገድ ማለት ነው እንደ ስራው አይነት የተለያየ የአመራር ሚና ይኖራል ማለት ነው። ለምሳሌ እኔ የአመራር ሚና ያለኝ ምን ላይ ነው? ካላችሁኝ ድሮ ላይ በጣም ጁኒየር ወይም ደግሞ ታች ክላስ ከአራት ከሁለተኛ ክፍል እስከ ስምንተኛ ክፍል ባለው የክፍል ደረጃዬ ሁሌም አርብ አለቃ ነበር የሚያደርጉኝ ማለት ነው። እና አለቃ ሆኜ የክፍል ተወካይ ማለት ነው ያንን ሆኜ የአመራር ሚና አካሄዳለሁ ማለት ነው። የአመራር ሚናው እንዴት ነው ከተባለ እንግዲህ ጠዋት በሰአት ክላስ ውስጥ እንድንገባ ጓደኞቼን ወይም ደግሞ የክፍል ጓደኞቼን እነግራችኋለሁ ማለት ነው። እና በጧቱ መድረስ እንዳለባቸው አስተማሪ ወደ ክፍል ተመግባቱ በፊት እነሱ ቀድሞ መግባት እንዳለባቸው እነግራችኋለሁኝ ማለት ነው። ያንንም እንግዲህ በጥሩ ሁኔታ ጥሩ ተግባቡነት ስላለኝ ማለት ነው ለሁሉም ተማሪዎች እንደዚህ እያረኩ እነግራችኋለሁ ማለት ነው። እና ተማሪዎችም እንግዲህ ይህንን ተከትለው በሰአት ቶሎ ይገባሉ ማለት ነው። የአመራር ሚና እንግዲህ ጥበብን የሚጠይቅ ነው ማለት ነው። አመራር ሲባል መንገድ የሚያሳይ አቅጣጫ የሚያሳይ እንደ ምሳሌ የሚወሰድ ማለት ነው። ቅድሚያ ሰርቶ ማሳየት ማለት ነው እንጂ ዝም ብሎ ብቻ አለቃ ማለት አይደለም። አሁን እኔ የአመራርነት ሚናዬ ላይ ቅድሚያ ተገኝቼ ነው ማለት ነው እነሱን ማሳየት እንጂ በመናገር ብቻ አይደለም። እናንተ ሂዱ እና ቶሎ ድረሱ ብዬ እኔ የማረፍድ ከሆነ ያ የአመራርነት ሚና አይደለም ማለት ነው። ስለዚህ ቅድሚያ አድርጌ ማሳየት አለብኝ። እና እኔ ቀስቅሼ ነበር ወደ ክፍሌ የምሄደው ማለት ነው። እንግዲህ የአመራርነት ሚና የሚሰጠው ከሌሎች ተመሪዎች ማለት ነው የተሻለ የእውቀት እንዲሁም ደግሞ ሰውን የመግባባት ተናግሮ የማሳምን ኪህል ያለውን ሰው ነው ማለት ነው መደረግ ያለበት። እና ይሄ የአመራር ሚና ከፍተኛ የሆነ ጥበብን ይጠይቃል ማለት ነው። ለምሳሌ ብንወስድ አንድ ጓደኛ አለኝ። እና እሱ ጓደኛዬ የአመራር ሚና ጥበብ አለው ማለት ነው። በእያንዳንዱ ነገር ላይ እሱ ነው የሚገባ ማለት ነው። በማይተዋወቃቸው ሰዎች ቢሆን ለራሱ ትንሽ እንዳወራ ተናግሮ የማሳመን ጥበብ ስላለው እሱን አመራር እንዲሆን ይጠይቁታል ማለት ነው። ለምሳሌ የመጀመሪያ ጊዜ ወደ ካምፓስ እንደመጣን ወይም ደግሞ ወደ ዩኒቨርሲቲ ግቢ እንደመጣን ያለውን ሁላችንም አንተዋወቅም ነበረ። እና ሁላችንም አንተዋወቅም እንግዲህ በአንድ ቀን በነበረን ቆይታ ግን የእሱን የመግባባት የአስተዋይነት እና ሁለነገሮችን ተግባራቶችን በመመልከት ሰውን ተናግሮ የሚያሳምን ቀድሞ የሚገኝ ታማኝ የሆነ ለሰው የሚቆረቁር በመሆኑ እሱን እንግዲህ ለአመራር ወይም ደግሞ ለተወካይ መርጠነዋል ማለት ነው። ይሄ የሆነበት ምክንያት ምንድነው? እሱ የአመራርነት ሚናን ጠንቅቆ ስለሚያውቅና ተግባራቶችን ስለሚያከናውን ማለት ነው። ሰርቶ ስለሚያሳየን ማለት ነው። ከሌሎች ልጆች ጋርም ቶሎ የመግባባት አቅም ስላለው ማለት ነው። ከልጆች ጋር ብቻም ሳይሆን ከአስተማሪዎቻችን የተለያየ የትምህርት ከሚያስተምሩን አስተማሪዎች ጋር የመግባባት ችሎታ አለው ማለት ነው። እና ይህም ስላለው እንግዲህ ይህንን ልጅ ለአመራር ወይም ደግሞ የክፍል ተወካይ ብለን እንድንመርጠው አድርጎናል ማለት ነው። እና ይሄ የአመራር ሚና በጣም ጥሩ ነው ማለት ነው። በሰው ዘንድ ታዋቂነትን እናተርፋለን። እንዲሁም ደግሞ ጥሩ አመራር ወይም ደግሞ ጥሩ መሪ ካለ ያንን ስራ በቀልጣፋ ሁኔታ ለመስራት ጥሩ ምቹ ሁኔታን ይፈጥራል ማለት ነው። ነገር ግን ጥሩ መሪ ከሌለ ስራውን መስራት አይደለም እርስ በእርስ የመጋጨት ነገር ሊፈጠር ይችላል ማለት ነው። እንግዲህ ይሄ አመራር ግጭቶች እንኳን ሲፈጠሩ ግጭቶችንም የመፍታት ችሎታ ያለው በጣም በሳል የሆነና አስተዋይ የሆነ ሰውን ይፈልጋል ማለት ነው። እና አቅጣጫን ብቻ ማሳየት ሳይሆን ስራዎችንም እንዴት መሰራት እንዳለባቸው ማሳየት ብቻ ሳይሆን በአጋጣሚ አለመግባባቶች ሲፈጠሩ ግጭቶች ሲፈጠሩ አስተዋይና ምሁር ከመሆኑ የተነሳ ነገሮችን በቀላሉ የሚፈታ በጣም አስተዋይ የሆነ ሰው ነው ማለት ነው መሆን ያለበት። እንግዲህ የአመራርነት ጥበብ ይህን ይመስላል። አመሰግናለሁ።

እሺ ሰላም ሰላም ቤተሰብ አመሰግናለሁ እንግዲህ ለተጠየቁት ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ጥያቄውም እንዲህ ይላል ምን ያህል ጊዜ? መጽሐፍ ታነባለህ ይላል እንግዲህ እኔ መጽሐፍ የማነበው በቀን ከሶስት እስከ አራት ሰዓት የሚሆን አነባለሁ ማለት ነው። ይሄን ግን ስል ግን ሁሌም ቋሚ ነው ማለት አይደለም። ምክንያቱም የጊዜ ሁኔታ ይወስነናል ማለት ነው። እንዳለን የስራ ብዛት እና የስራ ከሌለን ያው የተለያየ ጊዜ እናነባለን ማለት ነው። ወይም ብዙ ጊዜ ስድስት ሰዓት ሰባት ሰዓት ልናነብ እንችላለን ማለት ነው። እንግዲህ መጽሐፍ ስንል ያው ብዙ አይነት መጽሐፍት አሉ ማለት ነው። ከእነዚህ መጽሐፍቶች መካከልም ልብ ወለድ አለ ታሪክ አለ። እንዲሁም ደግሞ እንትን አለ ማለት ነው። የሳይንስ መጽሐፍ ወይም ደግሞ ለእውቀት የምናነባቸው ማለትም ከትምህርት ከትምህርት ጋር የተገናኙ መጽሐፍቶች አሉ ማለት ነው። እንዲሁም ደግሞ መንፈሳዊ መጽሐፍ አለ ማለት ነው። እና እነዚህን መጽሐፍ እንግዲህ በተለያየ የጊዜ ልዩነት አነባለሁኝ ማለት ነው። እኔ እንግዲህ ተማሪ እንደመሆኔ መጠን ከትምህርት ጋር የተገናኙ የትምህርት አዘል ወይም ደግሞ ከዋናው ትምህርቴ ጋር የሚገናኙ መጽሐፍትን ከሌሎች በተለየ ከፍ ባለ ሰዓት እና ደቂቃ አነባለሁ ማለት ነው። ምክንያቱም ዋናው አላማዬ ትምህርት ስለሆነ እነዚህን መጽሐፍቶች በከፍተኛ ሁኔታ እና በረጅም ሰዓት ማንበብ ስለሚጠበቅብኝ ነው ማለት ነው። ሌላው ደግሞ የልብ ወለድ መጽሐፍ አሉ ልብ ወለድ መጽሐፍትን እንግዲህ በእረፍት ጊዜ ለምሳሌ ትምህርት በሚዘጋበት ጊዜ ማለት ነው የአንደኛውን ሴሚስተር ጨርሰን ትምህርት ይዘጋል ማለት ነው። ለአንድ ሳምንት እና ለሁለት ሳምንት የሚሆን ጊዜ በዛ ጊዜ ውስጥ እንግዲህ የማነበው ይህንን የልብ ወለድ መጽሐፍ ነው ማለት ነው። ይሄን የልብ ወለድ መጽሐፍ እንግዲህ በቀን ወይም ደግሞ ያ በቀን ከሁለት ሰዓት እስከ ሶስት ሰዓት ያክል አነባለሁ ማለት ነው። ይህንን ካነበብኩ በኋላ ደግሞ ቀጣይ ደግሞ መንፈሳዊ መጽሐፍ አለ እሱን መንፈሳዊ መጽሐፍ ደግሞ አነባለሁ ማለት ነው። መንፈሳዊ መጽሐፉን ደግሞ የማነበው እንግዲህ በቀን እስከ አንድ ሰዓት ከአንድ ሰዓት እስከ አንድ ሰዓት ተኩል ባለ የጊዜ ልዩነት አነባለሁ ማለት ነው። ምክንያቱም ሁሉንም አያይዘን መሄድ ስላ አለብን ማለት ነው። እንጂ ዝም ብሎ ትምህርታችን ላይ ብቻ መሆን የለብንም በሁሉ ገብ ሁለገብ መሆን አለብን ማለት ነው። ለምሳሌ ልብ ወለድን ብናይ ልብ ወለድ ከፍተኛ የሆነ ትምህርት አዘል ነገሮችን ያስተላልፋሉ ማለት ነው። አብዛኞቻችን ግን ልብ ወልድ ማንበብ መዝናናት ብቻ የሚመስለን ሰዎች አለን። ግን ይሄ አይደለም እውነታው ከልብ ወለድ ብዙ ትምህርቶችን ማግኘት እንችላለን ማለት ነው። ምክንያቱም ይህ ልብወለድ እንግዲህ የተወሰደው ከእውኑ አለም ላይ የተደረገ ወይም ደግሞ ወደፊት ሊደረግ የሚችል ነገር ነው ማለት ነው። እና ይሄ በመሆኑ ትምህርት አዘልነው ማለት ነው እንዲህ አይነት ነገርም ቢከሰት እንዴት አድርገን ማምለጥ እንችላለን ከዚህ ችግር ውስጥ መውጣት እንችላለን የሚለውን ነገር ያሳየናል ማለት ነው። ከዛም በተጨማሪ ደግሞ መጽሐፍ የልብ ወለድ መጽሐፍ በምናነብበት ጊዜ ጥሩ ተናጋሪዎችም ያደርገናል ማለት ነው። ምክንያቱም እዛ ልቦለድ መጽሐፍት ውስጥ የተለያዩ አባባሎች ተረቶች ይኖራሉ ማለት ነው። እና እነዛን ስናነብ አእምሮአችን የአእምሮ እድገት አድማሳችን በጣም እየሰፋ ይሄዳል ማለት ነው። እና ልብ ወለድ ማንበብም በጣም ጥሩ ነው ማለት ነው። እንዲሁም ደግሞ በሁለተኛ ደረጃ የመጽሐፍ ቅዱስ ወይም ደግሞ መንፈሳዊ መጽሐፍ የምንለው ማለት ነው። ይህ መንፈሳዊ መጽሐፍም እንግዲህ አስፈላጊ ነገር ነው ማለት ነው። ምክንያቱም እኛ የየራሳችን የሆነ እምነት አለን ማለት ነው። እና ለዛ ለእምነታችን ደግሞ ታማኝ እንድንሆን በእምነታችን ላይ አገልጋይ እንድንሆን መጽሐፍ ማንበብ ይጠበቅብናል ማለት ነው። ይህ መጽሐፍ እንግዲህ ይሄ መንፈሳዊ መጽሐፍ ስለ እምነታችን ምንነት ምን ምን ማድረግ እንዳለብን ምን ምን መደረግ እንደሌለባቸውና ለእኛ ደግሞ ምሳሌ የሚሆኑ ትላልቅ ሰዎችም እዛ ውስጥ ይጠቀሳሉ ማለት ነው። እና የነሱን አርያ በማየት እኛም ደግሞ ጥሩ ጥሩ ነገር እንድናደርግ የግድ መንፈሳዊ መጽሐፍን ማንበብ ስለሚያስፈልግ ነው ማለት ነው። እና መንፈሳዊ መጽሐፍም ማንበብ ጥሩ ነው። ከዛ በኋላ እንግዲህ መንፈሳዊ መጽሐፍን የምናነበው ደግሞ ሌላው ነገር መንፈሳዊ መጽሐፍን በማንበብ በመንፈሳችን ያደግን ትልቅ ሰዎች ሆነን ያው የእግዚአብሔርን ቃል እንድናከብር ነው ማለት ነው። ምክንያቱም የማናውቅ ከሆነ ያው ለሃይማኖታችን ጥሩ ነገር አናደርግም ማለት ነው። በስህተት መንገድ እየተጓዝን መጥፎ ነገር እናደርጋለን እናም ወደ ሲኦል እንዳንገባ ማለት ነው። ይሄ መንፈሳዊ መጽሐፍ ማንበብ በጣም አስፈላጊ ነው ማለት ነው። እና ሁላችሁም መንፈሳዊ መጽሐፍንም ጎን ለጎን እንድታነቡ እጋብዛለሁ ማለት ነው። እንዲሁም የልብ ወለድ መጽሐፍትንም አብራችሁ እንድታነቡ የታሪክ መጽሐፍንም ማንበብ ጥሩ ነው

እሺ ሰላም ጤና ይስጥልኝ ገንፎ ትበላለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ ቀርቢያለው ማለት ነው። እንግዲህ ጥያቄውም ስለቀረበልኝ በደስታ ነው ማለት ነው ለመመለስ የምወደው ገንፎ ትበላለህ ሲለኝ አዎ ምላሼ አዎ ነው። ምክንያቱም ገንፎ እበላለሁኝ ማለት ነው። እንግዲህ ገንፎ ብዙ አይነት ገንፎዎች አሉ ለማለት ከሚሰራበት የምግብ ዱቄት የተለያየ ነው ማለት ነው። እና ጣምናውም የተለያየ ነው ማለት ነው። እና ይሄ ገንፎ በተለይ ከገብስና ከስንዴ ተቀላቅሎ የሚዘጋጅ ገንፎ አለ ማለት ነው። ከዱቄቱ ማለት ነው እና በጣም የሚጥም ነው በጣም ይጥማል ማለት ነው። እና ይሄ ገንፎ እንግዲህ በመጀመሪያ ደረጃ ውሃው ይፈላል ማለት ነው። ውሃው ከተፈላ በኋላ እዛው ውሃው ላይ ዱቄት ይጨመርበት እና በማመሳሰያ ወይም ደግሞ ወጥ እንጨት ብለን በእንጨት ወይም ደግሞ በማንኪያ ሊሆን ይችላል በዛ እናመሳስለዋለን ማለት ነው። ዱቄቱ ከወሃው ጋር በደንብ እስከሚገናኝ ድረስ ከዛም ወፈር ያለ ነው ማለት ነው። ከአጥሚት ወፈር ያለ ነው እና በወፍራሙ እያገናኘን በደንብ አድርገን በእንጨቱ ከሰበቅነው በኋላ ገንፎ ይሆናል ማለት ነው። ከዛም በኋላ ወደ ትሪ ወይም ደግሞ ሳህን ላይ ይገለበጣል ማለት ነው። ያ ከተገለበጠ በኋላ እንግዲህ መሃሉ ላይ ከፈት ከፈት ይደረግና በቅቤ ወይም ደግሞ በጥናቡክ ወይም ደግሞ ከፋብሪካ በተገኘ በማንኛውም አይነት ዘይት ሊሆን ይችላል። ያ ዘይት ይደረግና በድቁስ ተጨምሮ ማለት ነው። ድቁስ ወይም ደግሞ ሚጥሚጣ ተጨምሮበት ይገናኛል ማለት ነው። ያንን ካገናኘን በኋላ በዛ በገንፎ እየነከርን እንበላለን ማለት ነው። እና ይሄ ገንፎ በጣም የሚጥም ነው ማለት ነው። እንግዲህ ይሄንን ገንፎ በብዛት የምንጠቀመው እህቶች አራስ በሚሆኑበት ሲወልዱ ማለት ነው እና የኔ በጣም ብዙ እህቶች ነበሩኝ ማለት ነው። እና እህቶቼ ሲወልዱ እኛ ቤት ነበር እየመጡ ማረስ ይባላል እና ሲታረሱ ይሄ ገንፎ እየተገነፋ ነበር በተለይ ጠዋት ጠዋት ላይ ገስግሰው ገንፎ ይገነፋላቸዋል ማለት ነው። ምክንያቱም አራስ እንግዲህ ሲወልዱ ወገባቸው ይከፈታል ይባላል እና ያንን ወገባቸውን ለመድፈን ገንፎ ይዘጋጃል ማለት ነው። እና ይሄ ገንፎ በጣም ይጥማል ጠዋት ጠዋት ላይ ይዘጋጃል ለእነሱ ተብሎ እኔም አብሬ እበላለሁኝ ማለት ነው። እና በጣም የሚጥም የምግብ አይነት ነው እንዲሁም ደግሞ ሰውነት ከመገንባትም አንፃር በጣም ከፍተኛ የሆነ ሰውነትህን የመገንባት ብቃት አለው ማለት ነው። እና ገንፎ ብዙ ጊዜ ጠዋትና ማታ ላይ ነው እኔ ግን ብዙ ጊዜ የምጠቀመው አብዝቼ ጠዋት ጠዋት ነበር ማለት ነው። እና ይሄ ገንፎ በጣም ይጥማል ማለት ነው። እና ሌላኛው ደግሞ ከዳቦ ዱቄት የሚዘጋጅ አለ ከዳቦ ዱቄትም እንግዲህ በጣም በጣም ይጥማል ማለት ነው። ዳቦ ዱቄት ወይም ደግሞ ጤፍ የምንለው ቀይ ጤፍ አለ ያ ቀዩ ጤፍ ከተፈጨ በኋላ ከዱቄቱ እንደዛው በተመሳሳይ ቅድም ካልኩት ጋር ማለት ነው። እየተቀላቀለ በውሃ መጀመሪያ ተፈልቶ በደንብ አድርገው እየተቀላቀለ ገንፎ ይዘጋጅና በቅቤ ወይም ደግሞ በጥናቡክ ወይም በዘይት ማለት ነው። ከዛ ይገናኝና ከድቁስ ጋር ለምግብነት ይውላል ማለት ነው። እና ይሄ በጣም የሚጥም የምግብ አይነት ነው ገንፎ በጣም አስፈላጊ ነው ማለት ነው። እና ገንፎ ለአራስ ይሆናል ማለት ነው። ሌላኛው ደግሞ ሰርግ ወይም ደግሞ ሙሽራ በምናገባ በሚገባበት ጊዜ እንግዲህ ሙሽራይት ወፍራ ወደ ቤተሰቦቿ እንድትሄድ ለአንድ ወር ያክል ጊዜ ጫጉላ የሚባል አለ ማለት ነው። እና ጫጉላ በሚጨጎሉበት ጊዜ ይህንን ገንፎ ጠዋት ጠዋት እየተገነፋ ትሰጣለች ማለት ነው። ምክንያቱም ገንፎ ለሰውነት ገንቢ ከመሆኑም የተነሳ ለሙሽራዋ በጣም ወፍራና አምሮባት ወደ ቤተሰቧ እንድትመለስ ይህንን ገንፎ ጠዋት ጠዋት እየተዘጋጀ ትሰጣለች ማለት ነው። እና ወንድሞችም ነበሩኝ ማለት ነው ሁለት ወንድሞች አሉኝ እና ሁለቱም ወንድሞች ሲያገቡ እንግዲህ ገንፎ ጠዋት ጠዋት ሲገነፋ እኔም አብሬ እበላ ነበር ማለት ነው። ከዛም በተጨማሪ ደግሞ እኔ ገንፎ ስለምወድ እናቴን እንድታገነፋልኝ እጠይቃት ነበር ማለት ነው። ከዛም አገንፍታ ትሰጠኝ ነበርና ይሄን ገንፎ በከፍተኛ ሁኔታ እጠቀም ነበርና አሁን ላይ ራሱ ሰውነቴ በጣም ወፍራም ነው ማለት ነው። ያ የሆነበት ምክንያት ሳስበው በፊት ላይ የበለሁት ገንፎ ለሰውነቴ ትልቅ ፋይዳን እንደሰጠና እሱ እንደዚህ እንዳወፈረኝ ይሰማኛል ማለት ነው። እና ገንፎ በጣም አስፈላጊ የሆነ ምግብ ነው ማለት ነው። ከሌሎቹ ምግብ በተለየ የማወፈር ብቃት አለው ማለት ነው እና ገንፎ መመገብ በጣም አሪፍ ነው። እንግዲህ ደግሞ ገንፎ ጠዋት ላይ ስንመገብ ውስጣችንን ያሞቀዋል ማለት በትኩስነቱ ነው ማለት ነው። ገንፎ የሚበላ ወዲያው ትኩስ ትኩሱን ስለሆነ ብርድ ምናምን እንዳይገባን ያደርገናል ማለት ነው። ጉልጓሎ ሄደን ስንሄድ ማለት ጠዋት ያንን በልተን ብንሄድ ምንም አይነት

ሰላምም ጤና ይስጥልን እጅግ አድርገን እናመሰግናለን እንግዲህ ቅጥል ስም አለህ ለሚለው ጥያቄ ምላሽ ለመስጠት። ወደዚህ መጥቻለሁ ማለት ነው። እንግዲህ ቅጽል ስም ማለት እንግዲህ ከዋና ስማችን በተጨማሪ። በተለያየ ምክንያት ቅጽል ስም ሊወጣልን ይችላል ማለት ነው። እንግዲህ ይሄ ቅጽል ስም ሲወጣ በብዙ መንገድ ሊሆን ይችላል ያ ማለት። ከመልካችን ጋር በተያያዘ ቅጽል ስም ሊወጣልን ይችላል። ወይም ደግሞ ከስራ ጋር በተገናኘ ቅጽል ስም ሊወጣልን ይችላል። እንዲሁም ከፀበያችን ጋር በተገናኘ ጓደኛ ወይም ቤተሰብ ቅፀፍ ስም እንዲሁም ደግሞ ማህበረሰቡ ቅጽል ስም ሊያወጣልን ይችላል ማለት ነው። ምክንያቱም ቅጽል ስም ዋናውን ስለማይገልጽ ከባህሪያችን ወይም ደግሞ ከመልክ ከፀበይ እና ከሌላ ነገራችን ጋር የተገናኘ ነው ማለት ነው። ለምሳሌ ብንውስድ ቀጭን ሰው ከሆነ ዘንጉ ወይም ሰንደሉ እያልን ልንጠራው እንችላለን ማለት ነው። ይሄ እንግዲህ ቅጽል ስሙ ከቅጥነቱ ጋር እየተገናኘ ስም ነው ማለት ነው። እና የኔ አሁን ቅጽል ስም አለኝ ማለት ነው። ቅጽል ስሜ እንግዲህ ማን ይባላል? ዱባው ይሉኛል ማለት ነው ዱባው የሚሉኝ እንግዲህ ቅጥል ስሜ። አጭርና ወፍራም ስለሆንኩ ከቁመቴ ጋር እና ከውፍረቴ ጋር የሚሄድ ስም ዱበው እያሉ ይጥሩኛል ማለት ነው። እና ቅጽል ስም ማለት እንግዲህ ያው ካልኳችሁ ጋር የሚወጣ ነው ማለት ነው። እና የሁሎችም የጓደኞቼ የራሳችሁ የሆነ ቅጽል ስም አላቸው ማለት ነው። እና አንድ ጓደኛ አለኝ የሱም ደግሞ ጥቁር ነው። እና ጥቁር ከመሆኑ የተነሳ እንግዲህ ሱማሌው እያሉ ይጠሩታል ማለት ነው። ወይም ደግሞ ሱማሌው እያሉ እንጠራዋለን እኛ ሁላችንም ማለት ነው። ይሄ የሆነበት ምክንያቱም ሱማሌዎች ጥቁር ናቸው ብለን ስለምናስብ ሱማሌው እንለዋለን ማለት ነው። እና ሌላኛው ደግሞ ዝንጀር እያለ የምንጠራው ልጅም አለ ማለት ነው። የጓደኛችን እንግዲህ ዝንጀር ያልንበት ምክንያት ጥቁር እና አብንጫ ጎማዳ የሆነ በቃ መልከ ጥፉ የሆነ ልዩ ነው። እና ዝንጀሮውን የሚመስል በእውነቱም ሲታይ እና ዝንጀር ብለን እንጠራዋለን ማለት ነው። እና እንደዚህ ያልንበት ምክንያት እንግዲህ ከስሙ ወይም ደግሞ ከፊቱና ከመልከ ጥፍነቱ ተነስተን ነው ማለት ነው። እና ቅጽል ስም ሲወጣ እንግዲህ ከዋናው ስማችን በተለያየ ነገር ነው ማለት ነው። እና ቅጽል ስም አለን ማለት ነው። ቅጽል ስም የሁሉም ሰው ይኖረዋል ማለት ነው። እና ቅጽል ስም ለሁላችሁም እንደሚኖራችሁ ተስፋ አደርጋለሁ ማለት ነው። ከሌላችሁም ቅጽል ስም ባህሪያችሁን እናንተናችሁን አይቼ እኔ ላወጣላችሁ እችላለሁ ማለት ነው። እና አንድ ቋጥ ቋጣ የሆነ ሰው ደግሞ እንግዲህ ጉራጌው እያልን ስም እናወጣለታለን ማለት ነው። እንደውም አንድ ጓደኛ አለን ወደ ሻይ ቤት ሄደን እንኳን ለሻይ ለመውጣት በጣም ይንዘረዝራል እና ይሄን ሰውዬ ጉራጌ እያልን ጉራጌው እያልን እንጠራዋለን ማለት ነው። ይሄ ያለበት ምክንያት ደግሞ ገንዘብ ላይ በጣም ሴቭ ጨብጦ የመያዝ እንትን ስላለው እና ደግሞ ጉራጌ በባህሪው ገንዘብ ይቆጥባል ገንዘብ አይሰጥም ተብሎ ስለሚታሰብ ጉራጌው የሚል የቅጥል ስም ሰጥተነዋል ማለት ነው። እና የቅጥል ስም እንግዲህ እንዳልኳችሁ በእነዚህ በእነዚህ ነገሮች ይወጣል ማለት ነው። እና ሌላኛው ደግሞ አንዱ ጓደኛችን ደግሞ በሬው የሚባል ልጅ አለ ማለት ነው። እንግዲህ በሬው የተባለበትም እንዳልኳችሁ በሬ ጠንካራ ነው ማለት ነው። እና ይሄ ልጅ በጣም ጠንካራ ነው። በቃ ምንም አይነት የሚበግረው ነገር የለም ማለት ነው። ትግልም በለው የሆነ ነገር እኛን አንድ ጊዜ ብድግ አድርጎ ፎጭ ነው የሚያደርገን አንስቶ ይጥለናል ማለት ነው። እና እንደዛ ስለሆነ ከጉልበቱ የተነሳ በሬው እያልን እንጠራዋለን ማለት ነው። እና ይሄ በሬው ማለት እንግዲህ ጠንካራ መሆኑን ለማሳየት ከጉልበቱ ጋር የተያያዘ ነው ማለት ነው። በሬው ያልንበት ምክንያት ሌላም ደግሞ አለ። አህየው የሚባልም ልጅ አለ ማለት ነው። አህየው ያለበትም ደግሞ እንደዚሁ ጭነት በጣም መሸከም ይወዳል ተሸክሞ ነው ማለት ነው። እህል ሲሸጥ ለምሳሌ ወደ ገበያ ሲሄድ አህያ አይጠቀምም ራሱ ተሸክሞ ነው የሚወስዳት ማለት ነው። ሁለት ድርብ ሶስት ድርብ የሚሆነውን አንድ መዳበሪያ ምናምን በትንሿ ተሸክሞ ከተማ ድረስ ይሄዳል ማለት ነው። እና ይሄን ሰውየው አህየው ብለን ቅጽል ስም አወጣለት ማለት ነው። እና ቅጽል ስም በነዚህ በነዚህ ነገሮች ቅጽል ስም ሊወጣ ይችላል ማለት ነው። እና ቅጽል ስም ያው እንግዲህ ሌላ ደግሞ ቅጽል ስም ለምሳሌ ለወደ ስርቆት ምናምን ሲሄዱ አንዳንዶች ሌቦች ማለት ነው። የራሳቸው የሆነ ድብቅ የሆነ ቅጽል ስም አላቸው ማለት ነው። እና በዛ በቅጽል ስማቸው ነው ማለት ነው። የሚጠራሩ ምክንያቱም ሰው ሲጠራሩ ሰምቶ ምናልባት እንዳያውቃቸው ስለሚፈልጉ ይህንን ቅጽል ስምም ለሌብነት የሚጠቀሙት ሰዎችም አሉ ማለት ነው። እና ቅጽል ስም እንግዲህ በአጠቃላይ ጠቅለል ሲል ቅጽል ስም ለብዙ አላማዎች ይውላል ማለት ነው። እና ቅጽል ስም ከመልክ ጋር በተያያዘ ከባህሪ ጋር በተያያዘ ለተለያዩ ስራዎች

እሺ አመሰግናለሁ እድሉ ስለተሰጠኝ ፍየል አይተህ ታውቃለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እና እንግዲህ ተገቢውን ምላሽ ለመስጠት እወዳለሁ ማለት ነው። በመጀመሪያ ደረጃ አዎ ፍየል አይቼ አውቃለሁ። እንግዲህ ፍየል የሚለውን ለማታውቁ ሰዎች ካላችሁ ፍየል ማለት የቤት እንስሳ ስትሆን። እንግዲህ አራት እግር ያላት በግ የምተሃል እንዲሁም ደግሞ ቀንዷ ወደኋላ ዞር ዞር ያለ የእንስሳ አይነት ናት ማለት ነው። እና ይቺ ፍየል እንግዲህ ለብዙ ጥቅም ትውላለች ማለት ነው። እኛ አካባቢ ላይ ታርዳ ለምግብነት ትውላለች ታርዳ ለምግብ ነው ትውላለች ማለት ነው። እና አንዳንድ ሰዎችም ደግሞ ይቺን ፍየል አሳድገው በመሸጥ የገቢ ምንጭ ያደርጓታል ማለት ነው። ብሩን ይጠቀሙታል ማለት ነው። እና ፍየል አይቼ አውቃለሁ ምክንያቱም እኔ ተወልጄ ያደኩት ገጠራማው የሀገሪቱ ክፍል ስለሆነ። ፍየል አይቼ አውቃለሁ እንደውም ፍየል ለራሴም ነበሩኝ ማለት ነው። በተለይ እንግዲህ ፍየል የምትኖረው ብዙን ጊዜ ቆላማ አካባቢ ላይ ይመቻታል ሙቀት ያለው እና። ቅጠላ ቅጠል ነው የምትመገብ ማለት ነው። ከሳር ይልቅ ከዛፍ ላይ ተንጠልጥላ መብላት በጣም የምትወድ እንስሳ ነች ማለት ነው። እና በገደል ላይም የመውጣት ችሎታ አላት ማለት ነው። እና እቺ ፍየል ብዙ ጊዜ የምትገኘው ወደ በረሃማው አካባቢ ነው ማለት ነው። እና ሌላው የፍየል ጥቅም ደግሞ በአንዳንድ አካባቢዎች ላይ እንግዲህ እኛ አካባቢ ላይ የተለመደ ባይሆንም። ወደ ምስራቁ ክፍል ወደ ጅጅጋ አካባቢ ፍየልን በማለብ ወተት ይጠቀማሉ ማለት ነው። እና ወተቷም አንዳንድ ቦታዎች ላይ ለምግብነት ይውላል ማለት ነው። ግን አብዛኛው የኢትዮጵያ ክፍል ላይ በሚባል ደረጃ የምታገለግለው ራሷ ታርዳ ለምግብነት በመዋል ነው ማለት ነው። እና ፍየል ማለት እንግዲህ ከበግ ለየት የሚያደርጋት ነገር አለ ማለት ነው። ለየት የሚያደርጋት ምንድነው ከተባለ? ስጋዋም እንደ በግ እንደ እኔ ማለት ነው ሌላውም ሰው ይመስለኛል የበግ ያክል የመጣፈጥ እንትን የለውም ማለት ነው። ስጋዋ ጨው ጨው የማለት ባህሪ አለው ማለት ነው። ግን ቢሆንም ለምግብነት የምታገለግላት ማለት ነው። በተለይ ከተማ አካባቢ ላይ ለርድ የሚጠቀሟት ከበግ ይልቅ ፍየልን ነው ማለት ነው። አርዶ ሆቴል ላይ ለምግብነት ያውሏታል ማለት ነው። በመሸጥ እና ከፍተኛ ትርፍም ያገኙባታል ማለት ነው። ምክንያቱም በግ ከፍየል ወደድ ያለ በመሆኑ ምክንያት ባለ ሆቴሉ ፍየል አርዶ ይሸጣል ማለት ነው። በሬም አርዶ ይሸጣል ግን ደግሞ ዋጋ ሲነጻጸሩ ፍየል ትንሽ በመሆኗ በጣም ፍየልን በከፍተኛ ሁኔታ ይጠቀማሉ ማለት ነው። እና ፍየል ማለት እንግዲህ እንደዚህ አይነት እንስሳ ነች ማለት ነው። እንግዲህ ፍየል አንዴ እስከ ሶስት ድረስ ትወልዳለች ማለት ነው። ያው ያላት ሁለት ጡት ቢሆንም ተራ በተራ ግን ሶስቶች ፍየሎቿን ግልገሎቿን ታጠባለች ማለት ነው። ምክንያቱም ከፍተኛ የሆነ ወተት አላት እንግዲህ እስከማለብ እየታለበ ወተት ለማጠራቀምም ታገለግላለች። ብያችኋለሁ እና ግልገሎቿን በቀላሉ የማሳደግ ብቃት አላት ማለት ነው። እንግዲህ በግልገሎች ተራ በተራ ነው የሚጠውት ማለት ነው። ምክንያቱም ሁለት ጡት ብቻ ነው ያላት ሆኖም ግን ይሄንን ጡቷን በከፍተኛ ብዙ ወተት ስላላት ማለት ነው። ፍየሎቿን ሶስቱም ግልገሎች የማሳደግ ችሎታ አላት ማለት ነውና። ከዚህም በተጨማሪ ያው እንግዲህ ስጋዋ ለምግብነት ያገለግላል ብያችኋለሁ ማለት ነው። ይሄንን እየተመገቡ ሰዎች ፍየልን ማራባት በጣም ይወዳሉ ማለት ነው። ሌላው ደግሞ እንግዲህ የምትወልደው በአመት ሁለት ጊዜ ነው ማለት ነው። በአምስት ወር ምናምን ነገር ነው የምትወልደው እና በአመት ሁለት ጊዜ ስለምትወልድ በቀላሉ ለማራባት ምቹ ሁኔታን ስለምትፈጥር ማለት ነው። ምክንያቱም በአመት ሁለቴ ምናምን የምትወልድ ከሆነ በቀላሉ አሳድጎ ለመሸጥ በጣም ቀላል መንገድ ስለሆነ ማለት ነው። እንዲሁም ቤት ውስጥ እንኳን ባናስገባ እንዲሁ ጫካ ላይ ማለት ወደ ዱር ዋሻ ላይ ማደርም ስለሚችሉ ማለት ነው። ነበር ምናምን ወይም ደግሞ ሌላ ከፍተኛ የሚተናኮላ ወሬ ከሌለ በስተቀር ቀጥታ ወደ ጫካ በመላክ እዛው ውላ ታድራለች ማለት ነው። ምክንያቱም ቤት ውስጥ ማደር ብዙም ለፍየል አይመከርም። ወደዛ ነው ማለት ነው። ብዙ ጊዜ የምታድረው እና እንደዛ እያደረጉ በቀላሉ ለማርባት ምቹ ስለሆነች። ፍየልን እንግዲህ በጣም በጥሩ ሁኔታ ማሳደግ ይቻላል ማለት ነው። እና እኔም እንግዲህ ፍየል እንደዚህ ነው የምላችሁ ማለት ነው። አመሰግናለሁ ስለነበረን ጊዜ እንግዲህ ፍየልን ይሄን ያክል ታልኳችሁ ሌሎችም እንስሳቶች አሉ። እና ከንስሳቶች

እሺ ሰላም ቤተሰብ አመሰግናለሁ። እንግዲህ ሽማግሌዎችን እንዴት ታከብራለህ? ለሚለው ጥያቄ እንግዲህ ሽማግሌ ማክበር ማለት እንግዲህ በብዙ መንገድ ሽማግሌዎችን ልናከበር እንችላለን ማለት ነው። በተለይ እኛ አካባቢ ለሽማግሌዎች ከፍተኛ የሆነ ክብር ይሰጣል ማለት ነው። ሽማግሌ የማያከብር ልጅ ባለጌ እና እድሜውም አጭር ይሆናል። እድለኛም አይይሆንም ተብሎ ስለሚታሰብ ለሽማግሌዎች ከፍተኛ የሆነ ግምት አለን ማለት ነው። እና ሽማግሌዎችን በደንብ ነው ማለት ነው የምናከብረው። እንግዲህ ሽማግሌዎችን እንዴት ታከብራለህ? ወደሚለው ወደ ዋናው ጥያቄ ስገባ ሽማግሌዎችን በመጀመሪያ ደረጃ እንግዲህ ሽማግሌ ሲመጣ ተቀምጠን ከሆነ በመንገድ የሚያልፍ ከሆነ ተነስተን እንደዚህ ህርቡቅ ብለን እናሳልፋለን ማለት ነው። ይሄም አንዱ ሽማግሌዎችን የማክበር መገለጫ ነው ማለት ነው። እንዲሁም ደግሞ ከሽማግሌዎች ጋር በታክሲ ለምሳሌ በመኪና በትራንስፖርት እየተጓዝን ከሆነ ቅድሚያ እኛ ተቀምጠን ከሆነ ለእነሱ መቀመጫ ከሌለ ተነስተን ሽማግሌዎቹን እንዲቀመጡ በማድረግ እነሱን እናከብራለን ማለት ነው። ከዛም በተጨማሪ ደግሞ ልብሶቻቸው ተቆሸሸ ለምሳሌ በጣም ደካማ ከሆኑና መስራት የማይችሉ ከሆነ ልብሳቸውን እናጥብላቸዋለን ማለት ነው። እናም በዚህም ሁኔታ ሽማግሌዎችን ማክበር ይቻላል ማለት ነው። ሌላው ደግሞ ሽማግሌዎች በሚያወሩበት ጊዜ ሽማግሌዎችን በጽሞና ማዳመጥ ሽማግሌዎችን ለነሱ ለነገሮች ሁሉ ቅድሚያ መስጠትን እናሳያለን ማለት ነው። ለምሳሌ ደግሞ ምግብ ማዕድ አንድ ላይ የምንቀርብ ከሆነ በመጀመሪያ ደረጃ እነሱን ተነስተን እጃቸውን ማስታጠብ ይኖርብናል ማለት ነው። ከዚህም በዘለለ ደግሞ ምግብ ራሱ ሲቆርሱ እነሱ እስከሚበሉ በአንድ በጋራ ስለ እንግዲህ እኛ አካባቢ ላይ ምግብ የሚበላው በጋራ ነው ማለት ነው። ለየብቻ በሳህን መብላት የለምና በጋራ ስለምንበላ እነሱ እስተሚቆርሱ መጀመሪያ ከፍተኛ የሆነ ጥንቃቄ ማድረግ አለብን። እኛ ቀድመን መቁረስ የለብንም። እነሱ ምግቡን ባርከው ተቆርሱ በኋላ እኛም እንበላለን ማለት ነው። እና እነሱ በሚያወሩበት ሰዓትም ጣልቃ አለመግባት ማለት ነው። እንዲሁም ደግሞ ያልሆነን ምክር እንግዲህ የሽማግሌዎች ምክር በጣም ወሳኝ ነው ደስ የሚል ነው ማለት ነው። ለእኛ የሚጠቅመንን ነገር ይመክሩናል ማለት ነው። እንግዲህ ለእኛ የሚጠቅመንን ነገር የሚመክሩንም ካላቸው የህይወት ተሞክሮ እንግዲህ በእድሜ እኛን በብዙ ስለሚበልጡን ማለት ነው። በህይወት ተሞክሯቸው ብዙ ነገር ያያሉ ማለት ነው ሽማግሌዎች። እና ይህን የህይወት ተሞክሯቸውን ደግሞ ለእኛ ሲያጋሩን በመቀበል ማለት ነው። አዳምጠን ቀጥታ የነሱን ምክር መቀበል አለብን ማለት ነው። እና እንግዲህ የሽማግሌ ምክር በጣም አሪፍ ስለሆነ ይህንን ልናከብርላቸው ይገባል ማለት ነው። ሌላው ደግሞ ሽማግሌን የምናከብርበት እንግዲህ ቤት ሲመጡ ማለት ነው። እኛ ልንወጣ እንችላለን። በተለይ አሁን እኛ አካባቢ ላይ ትላልቅ ሰው ሽማግሌዎች የሚመጡ ከሆነ ተነስተን ወደ ውጪ ነው የምንሄደው ማለት ነው። ምክንያቱም ሽማግሌ ሲመጣ መቀመጥ ዝም ብሎ ቁጭ ብሎ ማሳለፍ ሽማግሌውን አለማክበር ስለሆነ ተነስተን እንወጣለን ማለት ነው። ካልሆነም ደግሞ ማንወጣም ከሆነ እንኳን እኛ ለምሳሌ ጠረጴዛም ያለበት ቦታ ላይ ከተቀመጥን ወይም ደግሞ ከፍ ያለ ቦታ ላይ እኛ ከሆንን ተነስተን እነሱን ማስቀመጥ እና እኛ ደግሞ ከበታቻቸው መቀመጥ ይኖርብናል ማለት ነው። ምክንያቱም ይሄ ሽማግሌን ማክበር ነው ማለት ነው እንጂ ሽማግሌዎች ከታች ሆነው እኛ ከላይ የምንሆን ከሆነ ሽማግሌዎችን አለማክበር ነው ተብሎ ስለሚታሰብ እንደኛ አካባቢ ባህል ማለት ነው ሽማግሌዎችን ቅድሚያ ከላይ እናደርጋለን ማለት ነው። እና ሽማግሌዎች እንግዲህ ለአንድ ሀገር ወሳኝ ናቸው ማለት ነው። እንዴት ወሳኝ ናቸው ስንል ለማስታረቅ ራሱ ሽማግሌ ነው ማለት ነው። እንግዲህ በተለያየ ምክንያት ግጭት ሊፈጠር ይችላል ማለት ነው። ከጓደኞቻችን፣ ከቤተሰብ ወይም ደግሞ ከአካባቢዎች ሰው ጋራ እንዲሁም ከጎረቤት ጋራ ባላስፈላጊ ወይም ደግሞ ባልሆነ ነገር ልንጋጭ እንችላለን ማለት ነው። እና በምንጋጭበት ጊዜ ሽማግሌ ነው የሚጠራው ማለት ነው። እና እነኚህ ሽማግሌዎች መጥተው ምክር ይለግሱናል በመጀመሪያ ከዛም እንድንታረቅ ከሁለታችንም ጎን እንደዚህ ነው ተው ተው ብለው ያስታርቁናል ማለት ነው። እንግዲህ በሚያስታርቁበት ጊዜ የእነሱን ሀሳብ ተቀብለን እነሱን ማክበር አለብን ማለት ነው። እሺ ብለን መቀበል አለብን ማለት ነው። እና እነሱ የፈረዱትን እንደዚህ አድርግ ያሉትን በሙሉ ማከናወን ከእኛ ይጠበቃል ማለት ነው። ይህንን ካላደረግን ሽማግሌውን አላከበርንም ማለት ነው። እና እንግዲህ ሽማግሌን የምናከብርበት በጣም በርካታ አይነት ነገሮች አሉ ማለት ነው። እና ከእነዚህም መካከል እነዚህ ሽማግሌን ማክበር ከሚሉት ጥቂቶቹን እኔ ነግሬያችኋለሁ ማለት ነው። እና ሁላችንም ደግሞ ሽማግሌ ልናከብር ይገባል። ሽማግሌ ማክበር በጣም አሪፍ ስለሆነ ማለት ነው። ለህይወታችን እንግዲህ ታላላቆችን ማክበር የትልቅነት መገለጫ ነው።

እሺ ሰላም ጤና ይስጥልኝ ለቀረበልኝ ጥያቄ መስት ለመስጠት እወዳለሁ። እንግዲህ የተጠየቅኩት ጥያቄ በመስኮት ጎን መቀመጥ ትወዳለህ ለሚለው ጥያቄ ነው ማለት ነው። እንግዲህ እኔ በመስኮት ጎን መቀመጥ። እንደ ሁኔታዎች ነው ማለት ነው ያ ማለት ብዙ ጊዜ መቀመጥ እወዳለሁኝ ግን። አንዳንዴ ደግሞ የማልወድበት ጊዜም ይኖራል ተወደዛ መቀመጥ የማልፈልግበት ጊዜ ይኖራል ማለት ነው። ምክንያቱም የአየር ንብረት ሊወስን ይችላል እንዲሁም ደግሞ ያለንበት ሁኔታ ሊወስነን ይችላል ማለት ነው። ለምሳሌ በመኪና ትራንስፖርት ላይ ስንጓዝ በመስኮት ጎን መቀመጥ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም እንግዲህ በትራንስፖርት በምንጓዝበት ጊዜ ከፍተኛ የሆነ ሙቀት ይፈጠራል ማለት ነው። እና ይህንን ሙቀት እንግዲህ እንትን ለማለት በመስኮቱ በኩል ሆኜ መስኮቱን ከፈት አድርጌ ሙቀት እንዲቀንስልኝ ወይም ደግሞ ላቭ ሊያልበኝ ይችላል ያንን ላበት እንዲያላቅቅልኝ አየር እንዲገባ አደርጋለሁ ማለት ነው። እና በዚህ በዚህ ምክንያት ሙቀት በመስኮት በኩል መቀመጥ በጣም እወዳለሁኝ ማለት ነው። ሌላው ደግሞ ለምሳሌ ብርድ ከሆነ ወይም ደግሞ ዝናብ የሚኖር ከሆነ ወደ መስኮቱ ጎን መቀመጥ በጣም ያስጠላኛል ማለት ነው። ምክንያቱም ዝናብ በሚጥልበት ጊዜ የመኪናውን መስተያየት ዝናቡ ሲነካው ተወደ ውስጥ በኩልም ይረጥባል ይቀዘቅዛል ማለት ነው። እና በዚህን ጊዜ በመስኮት ጎን መቀመጥ ለብርድ ሊያጋልጥ ይችላል ብርድ ምናምን ሊያስመታን ይችላል እንዲሁም ሊቀዘቅዘን ስለሚችል ወደ መስኮኖስ ጎን መቀመጥ በዚህን ጊዜ አልወድም ማለት ነው። ሌላው ደግሞ ክፍል ውስጥ ስንማር ማለት ነው ክፍል ውስጥ ስንማር እንግዲህ በመስኮት ጎን መቀመጥ ደስ አይለኝም ማለት ነው። ምክንያቱም በመስኮት ወንድ ከተከፈትኩ ተተቀመጥኩና መስኮቱ ክፍት ከሆነ በውጭ የሚሄዱትን ሰዎች በመመልከት ትኩረቴ ወደዛ ሊሄድ ይችላል ማለት ነው እና ትኩረቴ ወደዛ ከሄደ ደግሞ ትምህርቱን በደንብ መከታተል አልችልም ማለት ነው። ትምህርቱንም በደንብ መከታተል ካልቻልኩ ደግሞ ውጤቴን በጥሩ ሁኔታ ማስመዝገብ አልችልም ማለት ነው። እና ይሄ ስለሚሆን በጥብት ምርት ጊዜ ወደ መስኮት ጎን መቀመጥ ደስ አይለኝም ማለት ነው። እንዲሁም ደግሞ ውጤቴም ተመፍቆርቆሮ ባሻገር ቁጭ ብዬ ምናልባት በመስኮት ወደዛ ወደ ውጭ ወደ ውጭ ሳይ አስተማሪው ትኩረትህ ከእኔ ጋር አይደለህም ብሎ ሊያስወጣኝ ስለሚችል በመስኮት ጎን መቀመጥ አልችልም አልፈልግም ማለት ነው። ይህም ያልኩበት አንድ ምክንያት አለኝ አንድ ቀን በመስኮት ጎን ተቀምጬ እየተማርኩኝ እያለ በመስኮት የሚያልፈው ልጅ በጁ እኔን ነካ ያደርገኛል ማለት ነው። እና ነካ ሲያደርገኝ ምንድነው ብዬ ዞሬ ሳይ ጓደኛዬ ነበረና ቁልፍ ስጠኝ እያለ ነበር ለካ ከዛም ያንን ቁልፍ ስሰጠው አስተማሪው አየ ማለት ነው። ከዛም አስተማሪው አይቶ ምን ያባህ እያደረክ ነው? በመስኮት እኔ እያስተማርኩ ብሎ አስወጣኝ ማለት ነው። እናም አስወጥቶኝ ያንን ትምህርት እንዳልከታተል አደረገኝ ከዛም ደግሞ ውጤቴን በደንብ አልሰጠኝም ማለት ነው። አበላሸብኝ ማለት ነው እና የሆነበት ምክንያት በትምህርት ጊዜ ወደ መስኮት ጎን በመቀመጤ ነው ማለት ነው። ሌላኛው ደግሞ ቤት አካባቢ በመስኮት አካባቢ መቀመጥ ነው ማለት ነው። እንግዲህ ቤት ላይ በመስኮት አካባቢ መቀመጥ አሪፍ የሚሆንበትም ጊዜ አለ ማለት ነው። እንግዲህ ቀን ቀትር ላይ ሙቀት በሚኖርበት ጊዜ በመስኮቱ አካባቢ ተቀምጦ መስኮቱን ከፈት አድርጎ አየር መውሰድ አሪፍ ነው ማለት ነው። ግን ደግሞ ብርድ ከሆነ በመስኮት በኩል መቀመጥ ለብርድ ያጋልጣል ማለት ነው መስኮቱ ክፍት ከሆነ ብርድ ይመታናል ማለት ነው። ጠዋት ጠዋት ላይ እንግዲህ እኛ አካባቢ ላይ ከፍተኛ የሆነ ብርድ አለ ማለት ነው። እንዲሁም ደግሞ የኛ ዶርም እንግዲህ ወደ ሽንት ቤቱ አካባቢ ነው ማለት ነው። እና ሽንት ቤቱ አካባቢ ስለሆነ ጠዋት አካባቢ ላይ ማለት ነው ንፋስ አለና ያ ንፋስ የሽንት ቤቱ ሽታ ወደ መስኮቱ ያመጣዋል ማለት ነው። እና መስኮቱ ዳር ላይ ከሆንን ይሄ የሽንት ቤቱ ሽታ ይረብሻል ማለት ነው። እና ይሄ ስለሚሆን ከ ወደ መስኮት ጎን መቀመጥ አልወድም ማለት ነው። እና ምን ለማለት ነው እንግዲህ ወደ መስኮት ጎን መቀመጥ ትወዳለህ? ለሚለው ጥያቄ መልሴን ጠቅልል ሳደርገው ሁኔታዎች ይወስኑኛል ማለት ነው። እንጂ ቋሚ የሆነ አዎ ማለት አልችልም ማለት ነው። ምክንያቱም የመስኮቱ ያለበት እንዲሁም ደግሞ የአየር ንብረቱ እና ጊዜው የጸጥታ ሁኔታው ሁሉ ይህንን እንግዲህ ይወስነዋል ማለት ነው። እና በአጠቃላይ በመስኮት ጎን ትወዳለህ አትወድም ለሚለው ሁኔታዎች ይወስኑኛል እንደ ሁኔታው ነው እንጂ ተወደ መስኮት ጎን መቀመጥ አይከፋኝም የሚል ምላሽ ነው ማለት ነው። የምሰጥ እንግዲህ ሌሎቻችሁ እንዴት እንደሆነ ባላውቅም የእናንተም እንደዚሁ ይሆናል ብዬ ግምቴ እንደዚሁ ነው ማለት ነው። እና ሁላችሁም ከሁኔታ ጋር የተያያዘ እንደሚሆን መልሳችሁ

ሰላም ጤና ይስጥልኝ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት በደስታ ወደ እናንተ መጥቻለሁ ማለት ነው። ጥያቄው እንግዲህ እንዲህ ይላል በዚህ ቅዳሜና እሁድ ምን ታደርጋለህ? ይላል። እንግዲህ በዚህ ቅዳሜ እና እሁድ እኔ ለማድረግ ያቀድኩት ሁለት ነገር አለ ማለት ነው። በመጀመሪያ ደረጃ ቅዳሜ ማለት ነው። ቅዳሜ ጠዋት እንግዲህ ተነስቼ ፊቴን ታጥቤ ቁርሴን ከበለሁ በኋላ ስፖርት መስራት ነው ማለት ነው የመጀመሪያ አላማዬ። ከዛም ስፖርት ከሰራው በኋላ ጠዋት ፀሀይ ሞቅ እስከ ከሚል ማለት ነው። ከዛ ደግሞ ፀሀይ ሞቅ ካለ በኋላ ተነስቼ ልብስ ማጠብ ነው ማለት ነው። ልብሶቼን አጥቤ አሰጣቸዋለሁ ማለት ነው። እና እነዛን ካሰጣው በኋላ ሲደርቁልኝ ወደ ቤት ማስገባት ነው ማለት ነው። ወደ ቤት ካስገባውኝ በኋላ የተወሰነ እረፍት አደርጋለሁ ማለት ነው ተኝቼ እረፍት እወስዳለሁ ማለት ነው። ይህንን እረፍት ከወሰድኩ በኋላ እንግዲህ ትንሽ እረፍቴን ካጣጣምኩኝ በኋላ ድክመቱ ለቀቅ ሲያደርገኝ ቀጥታ ወደዚህ የሆነ ኔትወርክ የምትሰራ ቦታ ልጅ ማለት ነው። እኛ ጋር አካባቢ በጣም ነው ኔትዎርክ ያስቸግራል እና። ያችን ኔትወርክ ካለበት ቦታ ላይ ሄጄ ይሄንን ሪከርድ እያደረኩ ይህንን የመስመር ላይ ስራ መስራት ነው ማለት ነው የምፈልገው። ከዛም ይህንን ከሰራው በኋላ እንግዲህ ለተወሰነ ጊዜ ተሰራሁኝ በኋላ አሁንም በድጋሚ ስለሚያደክም ማለት ነው። ወደ ቤት ገብቼ የተወሰነ እረፍት ማድረግ እፈልጋለሁ ከዛም ያንን እረፍት ካደረኩኝ በኋላ ቀጥታ ተነስቼ እራት ለመብላት ነው ማለት ነው የሚሄደው። እራት ከበላሁኘ በኋላ እንግዲህ ወደ ቤተክርስቲያን መሄድ ነው ማለት ነው ቤተክርስቲያን ሄጄ ጸሎት ምናምን አደርግ እና እመለሳለሁ ማለት ነው። አሁንም ከተመለስኩ በኋላ ትንሽ እረፍት አድርጌ ማታ ላይም እንዲሁ ሪከርድ እያደረኩ ድምጽ እየቀደሁ ማለት ነው። የመስመር ላይ ስራውን እሰራለሁ ማለት ነው። ይሄን ከሰራሁ በኋላ ተኝቼ አነገውና እንዲሁ ደግሞ ጠዋት እሁድርዠ ጠዋት ሲነጋ ተነስቼ እንደዚያው በመጀመሪያ ፊቴን እና እጄን ታጠብ እና ትንሽ ቁርሴን ተቀመስኩ በኋላ ማለት ነው። ቀጥታ ወደ ስፖርት ሜዳ ነው መሄድ የምፈልገው። ስፖርት ትንሽ ከሰራሁኝ እና ራሴን ካሟሟኩ በኋላ ተመልሼ ወደ ቤተክርስቲያን ነው ማለት ነው መሄድ የፈለኩት። ከዛም ቤተክርስቲያን እንግዲህ ንግስ አለ ያ ንግስ የሚባለው እንግዲህ ቤተክርስቲያኑ ወቶ በከፍተኛ ሁኔታ በዓሉ የሚከበርበት ማለት ነው። እና የአንድ በዓል ቤተክርስቲያን ውስጥ ማክበር ነው ማለት ነው። ከሆነልኝ ቀደም ብዬ በመሄድ ከደረስኩባቸው ማለት ነው ቄሶቹ ወደ ቅዳሴ ሳይገቡ ቆሜ ቅዳሴውን ማስቀደስ ነው። ከዛም ይሄን ቅዳሴ ካስቀደስኩ በኋላ የቅዳሴ ጠበል መጠጣት ማለት ነው። የቅዳሴውን ጠበል ከጠጣሁኝ በኋላ እንግዲህ ወጥተን በመጀመሪያ መክለፍት ምናምን እንዘከራለን ማለት ነው። ከዛም የቅዳሴውን ጠብል ጠጥቼ መክለፍ እንዘክር እና ትንሽ ቁጭ ብለን ጸሎት ካደረግን በኋላ ተመልሼ ወደ ቤቴ መምጣት ነው ማለት ነው። ከዛም ወደ ቤቴ ከመጡኝ በኋላ ትንሽ እረፍት አድርጌ ወደ መዝናኛ ቦታ መሄድ ነው ያሰብኩት ማለት ነው። መዝናኛ ቦታ እንግዲህ ኳስ ሜዳ አለ የውሃ ገንዳ አለ ማለት ነው እና እኔ በመጀመሪያ መሄድ የምፈልገው። ኳስ ሜዳ ነው ኳስ ሜዳ የእግር ኳስ የተወሰነ ሰዓት ከተጫወትኩኝ በኋላ እዛ ከዛ በኋላ ትንሽ ተመልሼ ሻወር ለመውሰድ ወይም ደግሞ ሟኛ ግንዳ ላይ ሄጄ መዝናናት ነው ማለት ነው የፈለኩት። እና በዚህ እሁድ ቅዳሜ ብዙ እቅድ ይዣለሁኝ ማለት ነው። እንግዲህ ሁሉም ሰው እሁድ ቅዳሜ ላይ እቅድ ይይዛል ማለት ነው። ሰፋ ያለ እቅድ ምክንያቱም እሁድ ቅዳሜ ከሌሎቹ ቀናት በተለየ ትምህርት አይኖርም ማለት ነው። ትምህርት ከሌለ ደግሞ ወጣ ብለን የተለያዩ ስራዎችን መስራት ነው ማለት ነው የሚጠበቅብን። እና እንግዲህ ሁላችሁም የተለያየ እቅድ ሊኖራችሁ ይችላል ብዬ አስባለሁ። እኔ እንግዲህ ያቀድኩት ይሄ ነው ማለት ነው። እና እቅዴን እንግዲህ ፈጣሪ ካለ እነዚህን ያቀድኳቸውን እቅዶች ተራ በተራ ለማከናወን በእቅዴ መሰረት ወስኛለሁ ማለት ነው። ምክንያቱም እቅድ በጣም አስፈላጊ የሆነ ነገር ነው ማለት ነው። ያለእቅድ ከሆነ ውጤታማ ስለማንሆን። እቅድ አቅድን ነው ማለት ነው መሄድ ያለብን እያንዳንዱን ቀን። በርግጥ እሁድ ቅዳሜና ብቻም ሳይሆን በሌሎች የሰራ ቀናትም እንዲሁ እቅድ እና እቅድ ማውጣት በጣም ወሳኝ በመሆኑ። እቅድ አቅጄ ነው ማለት ነው። እየተንቀሳቀስኩ ያለሁት እና ሁላችሁም እቅድ እንድታቅዱ እላችኋለሁ ማለት ነው። ቅዳሜ እና እሁድም ብቻ ሳይሆን በሌሎቹ ቀናትም እቅድ አቅዳችሁ ስራን እንድታደርጉ ሁላችሁንም እጋብዛቹኋለሁ ማለት ነው። አመሰግናለሁ

እሺ ቤተሰብ አመሰግናለሁ የስራ አሰራሮችን ትከተላለህ ወይ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ የስራ አስራሮችን እከተላለው ማለት ነው። እንግዲህ የስራ አሰራሮች ማለት አንድን ስራ ከማቀዳችን በፊት የራሱ የሆነ ቅደም ተከተል እና የአሰራር ሂደት አለው ማለት ነው። እና ይሄን የአሰራር ቅደም ተከተል እና ሂደቱን መጠበቅ ይኖርብናል ማለት ነው። ይህንን የአሰራር ቅደም ተከተል የማንጠብቅተው ሆነ ስራችን ያላግባብ ሊበላሽብን ስለሚችል ማለት ነው። ሁሉም እንግዲህ የራሱ የሆነ ቅደም ተከተል አለው ማለት ነው። በቅደም ደረጃ በደረጃ ነው ማለት ነው። ስራዎችን ማከናወን የሚጠበቅብን እና እኔም ይህንኑ በመገንዘብ የስራ አሰራሮችን እከተላለሁ ማለት ነው። ምክንያቱም የስራ አሰራሮች ለእኛ በጣም ወሳኝ ስለሆኑ ማለት ነው። አንደኛ ስራውን በቀላሉ ቶሎ ቀልጠፍ አድርጎ ለመስራት የስራ አሰራሮችን መከተል በጣም አስፈላጊ ነገር ነው። በሁለተኛ ደረጃ ደግሞ ስራችን እንዳይበላሽም ከማድረግ አንፃር በጣም ወሳኝ ነው ማለት ነው። ምክንያቱም ስራ ያላግባቡ የሚሰራ ቅደም ተከተሉን ሳንጠብቅ ከሆነ ሙሉ በሙሉ መስራት የፈለግነው ስራ ሳይሆን ሌላ ስራ ተቃራኒ የሆነ ስራ ልንሰራ እንችላለን ማለት ነው። እና ቀደም ተከተል አለው የስራ ቀደም ተከተሎች ይካሄዳሉ ማለት ነው። ለምሳሌ ቡና ለማፍላት የስራ አሰራሮችን የቡና አፈላል ቅደም ተከተሎችን ብንከተል ለምሳሌ ይሄን ቡና መጀመሪያ የራሱ የሆነ ቅድመ ሁኔታዎች አሉት ማለት ነው። ቡና የማይኖር ከሆነ በመጀመሪያ ከሱቅ ሄደን መግዛት ይጠበቅብናል ማለት ነው። ያንን ከሱቅ ከገዛን በኋላ ቡናውን በደንብ ማጠብ ይኖርብናል ማለት ነው። ይሄንን ቡና ካጠብን በኋላ እንግዲህ በእሳት ካለ እሳቱ ላይ መጻድ ወይም ደግሞ በስቶፍ የምንጠቀም ከሆነ ማለት ነው በመብራት የምንጠቀም ከሆነ ያንን መብራቱን በመጠቀም ቡናውን መቁላት ይኖርብናል ማለት ነው። ቡናውን ከቆላን በኋላ እንግዲህ የቡና መውቀጫ ወይም ማሽን ሊሆን ይችላል ወይም ደግሞ በእኛ አካባቢ የሙቀጫ ሊባል አለ እሱን ልንጠቀም እንችላለን እና እሱን ተጠቅመን ቡናውን መውቀጥ ይኖርብናል ማለት ነው። ከዛ በመቀጠል ደግሞ ጀበና አሁን ተጠቅመን እሳቱን እንዳቀጣጠልነው ጀበናውን እንጸዳለን ማለት ነው። ይሄን ጀበና ከፃድን ነው በኋላ ውሃ ጨምረን ነው ጀበናውን የምንፅደው ያ ሲፈላ እንግዲህ ቡናውን እላይ እንጨምራለን ማለት ነው። ቡናውን እለይ ከጨመርን በኋላ ቀመስ አድርገን ጨው ልናደርግበት እንችላለን ማለት ነው። ከዛ በኋላ ቡናው በደንብ ከሰከነ ከፍላ በኋላ እናወጣዋለን ከዛም ካወጣን በኋላ የቡና የጀበና ማስቀመጫው ላይ ትንሽ አስቀምጠን ሰከን እስከሚል ድረስ እንጠብቀዋለን ቡናው ሰከን ካለ በኋላ ስኒውን በደንብ እናጥብና ለሚፈለገው ተግባር ማለትም ለመጠጥ እንጠቀመዋለን ማለት ነው። እና እንግዲህ ይሄ የሚያሳየው ቀደም ተከተልን ነው ማለት ነው። ያሰራርን እንጂ ይህንን ከዚህ ውስጥ ለምሳሌ አንዱን ከአንዱ ታዛባ ነው ታቀዳደምነው ይህንን ቡና የሚባለውን ነገር ማግኘት አንችልም ማለት ነው። እና የስራ ቅደም ተከተሎች በጣም አስፈላጊ ናቸው ማለት ነው። እያንዳንዱን ስራ ስንሰራ ቅደም ተከተሉን ልንከተል ያስፈልጋል ማለት ነው። የስራ ቅደም ተከተል ማድረግ በጣም ወሳኝ የሆነ ነገር ነው እና ሁላችሁም እንድታደርጉት እመክራለሁ ማለት ነው። ስራን ቅደም ተከተል የማትከተሉ ከሆነ በስራችሁ ላይ ሊበላሽባችሁ ስለሚችል ሁላችሁም ጥንቃቄ ልታደርጉ ይገባል ብዬ አምናለሁ ማለት ነው። እና እኔም እነዚህን የስራ ቅደም ተከተሎችን እሰራለሁ ማለት ነው። በርግጥ በፍት ላይ የነዚህን የስራ ቅደም ተከተሎችን አልከተልም ነበር ማለት ነው። ዝም ብዬ በዘፈቀድነት ነበር የምሰራው ማለት ነው። ነገር ግን ስራውን ያለ ስራ ቅደም ተከተል በመስራቴ ብዙ ስራዎችን አጥቻለሁ ተበላሽተውብኛል ማለት ነው። እናም ከዛ ወዲህ የስራ ቅደም ተከትል መስራት ተከትዬ መስራት እንዳለብኝ አስፈላጊ መሆኑን ስለተረዳሁ ከዛ ወዲህ የስራ አሰራር ቅደም ተከተሎችን ተከትዬ ነው ማለት ነው። ስራዬን የምሰራው እና ሁላችሁም የስራ ቅደም ተከተሎችን እንድትከተሉ እጋብዛችኋለሁ ማለት ነው። ለምሳሌ የማታውቁት ስራ አይነት ከሆነ ከተለያየ መጽሐፍት ልታነቡ ትችላላችሁ የዛ የስራ አሰራር ቅደም ተከተሉ ማለት ነው። ያንን ስራ ለመስራት ቅደም ተከተል ስላለው አንብባችሁ ሊሆን ይችላል ከተለያየ ሚዲያ ላይ ወይም ደግሞ ማህበራዊ መገናኛ ብዙሃን ላይ አንብባችሁ ወይም ደግሞ ከሰው ተረድታችሁ ቅደም ተከተሉን ተከትላችሁ ስራውን ልታከናውኑ ይገባል ማለት ነው። እና በዚህ በዚህ ምክንያት የፈለጋችሁት ደረጃ ላይ ወይም ደግሞ የፈለጋችሁትን ስራ ማከናወንና ጥሩ ውጤት ማስመዝገብ እንደምትችሉ እነግራችኋለሁ ማለት ነው። አመሰግናለሁ

እሺ ሰላም ጤና ይስጥልኝ እንግዲህ ከልጅነትህ የምትዘክረው ነገር አለ ይላል የምትዘክረው ማለት እንግዲህ ከልጅነትህ የምታውቀውና የምትናገረው ነገር አለህ ወይ ለማለት ነው? እንግዲህ የምትዘክረው ማለት የምትናገረው የምታስታውሰውና ለእኛ የምትነግረን እንደማለት ይመስለኛል። እና ከልጅነቴ የምዘክረው ነገር አለ ማለት ነው። እንግዲህ በልጅነቴ ብዙ ነገሮቼን አድርጌያለሁ ማለት ነው። እና ከልጅነቴ የምዘክረው ነገር በልጅነቴ ቀደም ህፃን እያለሁ ማለት ነው። በከፍተኛ ሁኔታ ታምሜ ነበር ማለት ነው። እና እንዴት ታመምክ ከተባለ ጠዋት ተኝቼ እያለ ጠዋት ተነስቼ ገስግሼ ማለት ነው ሽንቴን ልሸና ስሄድ እዛው ወደኩ ማለት ነው። ይሄም የሆነው የሆነ ዘመዶቼ ጋር አመት ባል ሄጄ ነበር። እና እዛ አመት ባል እንደሄድኩ እናቴ ሌላ ቦታ ነበር ያደረችው እና እኔ ብቻዬን ከሌላ ሰው ጋር አድሬ ጠዋት ተነስቼ ሽንቴን እሸናለሁ ስል ዘፍ ወደቁ ማለት ነው። እና እዚህ ጋር ወድቄ እያለ እንግዲህ ወደ ቤተክርስቲያን ነው የወሰዱኝ ማለት ነው። ተሸክመው ደንግጠው ማዘርም እየጮሕች ተሸክመው ቀጥታ ወደ ቤተክርስቲያን ወሰዱኝ ማለት ነው። ጸበል አለበት ቦታ ከዛም ደግሞ ገብርኤል ነው ጸበሉ ማለት ነው ገብርኤል ጸበል ላይ ገባሁኝ። ገብርኤል ጸበል ስገባ ነፍሴ ተመለሰች ማለት ነው። አልመልስም አይኔ ሁላ ተጨፍኖ በጣም ከፍተኛ ደረጃ ላይ የነበረ የደረሸ ማለት ነው። በህመም ነገር ግን ጸበሉ ሲነቃኝ ጣጥቼ ተነስተው ማለት ነው። እና ጥትት ብዬ ተነስቼ ያንን እንደገና የተወሰነ መዘዝ ተንፈስ ጀመርኩና ሰዎችንም ማየት ጀመርኩ ማለት ነው። ከዛም ተነስቼ ምግብ ብላ ሲሉኝ ግን ምግቡ ሬት ሆኖ አልበላህም ነበር ያለኝ ማለት ነው። እና ገብርኤል እንግዲህ ከህመሜ እንዳዳነኝ የምዘክረው ነው ከልጅነቴ ማለት ነው። እና ይሄ የምዘክረው ነገር ነው። በጣም ሌላኛው ደግሞ ይሄ እንኳን ትንሽ ከፍ እንዳልኩኝ ነው ማለት በጣም ህፃን የሚባለውም አይደለም መካከለኛ ላይ ሆኜ እያለ። አንድ ቀን የውሃ ቧምቧ ተረኛ ሆኜ እያለ በዛን ወቅት ደግሞ ፋሲካ ነበረና አባቴ ነበረ የሚጠብቅ ከዛም እሱ ወደ ተጠርቶ ወደ ሰርግ ይሄዳል ከዛ ተተክቼለት እየጠበቅኩ እያለ ሰርግ ቤት ነበር ያደረኩት መሰንበቻዬን ማለት ነው። በጣም ዘፍን ስለነበረ ጓደኞቼ እየጠሩ ወደ ስርግ ይወስዱኝ ነበረ። ከዛም እዛ እንግዲህ ሰርግቼ ቀጥታ ወደ ጥበቃ ሄጄ እያለ እዛ ጥበቃ ቦታ ላይ ቁጭ ብዬ እንቅልፍ ይወስደኛል ማለት ነው። ከዛም እንቅልፍ እንደወሰደኝ እዛው እተኛለሁ ማለት ነው። ሰዎቹም እንግዲህ ውሃ ቀድተው ከጨረሱ በኋላ ሳይቀሰቅሱኝ ይዘው ተኝቼ እንግዲህ ቤት አካባቢ አይደለም ወጣ ያለ ነው ወደ ወንዝ ዳርቻ አካባቢ ነው ተሰፈሩ ወጣ ብሎ ረቅ ብሎ ነው ማለት ነው። የሚገኝ ይሄ የውሃ ቧንቧ ከዛ እዛ እንቅልፍ ወስዶኝ በጣም ተኝቼ ጥትት ስል እዛ ራሴን አገኘሁት ማለት ነው። ከዛም በደነገጥኩኝ እንግዲህ ዝሙ ፈጣሪ ነው ማለት ነው። ያነቃኝ ከዛ ደንግጬ ተነስሁኝ እና ፌሌዳውን ወይም ደግሞ ቧንቧንም ቆለፍኩኝና ወደ ቤቴ ነው ቀጥታ ያመራሁት ማለት ነው። ነገር ግን ወደ ቤት እየሄድኩ እያለ ያን ያክል የመሸና ጊዜ የሄደ አልመሰለኝም ነበር ማለት ነው። ከዛ ቤተሰብም እንግዲህ ቤተሰቦቼ ሰርግ ሄደዋል ለሰርግ ሄዱ ነው በዛው እያሉ ነበረ ማለት ነው። እየጠበቁ ያሉት ከዛ በኋላ ግን ቤቱን ክፈቱልኝ ብዬ ማዘርን ስጠራት እናቴን ስጠራት ማለት ነው። እናቴ ለምንድነው እንደዚህ የምታመሽ ብላ ይኸው ትቆጣኛለች። ከዛ በኋላ ደግሞ እኔ እኮ እንቅልፍ ወስዶኝ ወንዝ ላይ ዛፍ የሄደው ነው። አሁን ከዛ መነሳቴ ነው እላታለው ማለት ነው። ከዛም እሷ በጣም ታለቅሳለች ልጄ ያነሳብኝ ልጄማ ምናምን ሆነብኝ እያለች በጣም እሪ ትላለኝ ማለት ነው። ከዛ አባቴ ደግሞ ሰዓት ሲያይ አራት ሰዓት ከምናምን ለአምስት ሰዓት እንግዲህ ብዙ አልቀረውም አራት ሰዓት ከአርባ አካባቢ ሆኖ ነበር ማለት ነው። ከዛም እኔ በጣም ፍርሃቴ ጨመረ ማለት ነው። እናቴ ስታለቅስ ከዛ በኋላ ተኝቼ ወድያውኑ ዝናብ ይጥላል ማለት ነው። ና ዝናብ ሲጥል እንግዲህ እዛው ብሆን ኖሮ ያ ዝናብ ሲደበድበኝ ነበር የምነቃ ማለት ነው። እና መድኃኒዓለም እንግዲህ ለኔ ብዙ ነገር አድርጎልኛል ከብዙ ነገር ጠብቆኛል ማለት ነው። እና እኔ ከልጅነቴ የምዘክረው ይሄ ነው ማለት ነው። እንግዲህ ኢየሱስ ክርስቶስ ለኔ ብዙ ነገር እንዳደረገልኝ እኔ ብዙ እንደዋለልኝ ነው ማለት ነው። የምዘክረው ነገር ያለኝ ይሄ ነው። እንግዲህ ሁሉም ሰው መድኃኒዓለም በህይወቱ ብዙ ነገር ያደርግለታል በህፃንነቱም አሁንም እያለ ብዙ ነገር ይደረግለታል ማለት ነው። እና ሰዎች እንግዲህ የተደረገላችሁ ነገር ካለ የልጅነታችሁን ለእኛ ልትዘከሩን ትችላላችሁ? ወይም ደግሞ በሌላ መልኩ ገጠመኝ

ሰላም ጤና ይስጥልኝ በጣም አመሰግናለሁ እንግዲህ ስለ ቤተሰብህ ንገረኝ የሚለውን ጥያቄ ልመልስላችሁ ወደዚህ መጥቻለሁ ማለት ነው። እንግዲህ ስለ ቤተሰቦቼ እነግራችኋለሁ ማለት ነው። እንግዲህ እኔ የምኖረው ቤተሰቦቼ የሚኖሩት ማለት ነው። በገጸራማዋ አካባቢ ጎጃም ተብሎ ጎጃም ክፍለ ሀገር ተብሎ በሚጠራው በዛውም በምስራቅ ጉጃም። ዞን በነመይ ወረዳ ስርየሱ ቀበሌ ተብላ በምትጠራ በትንሽ ገጠራማ መንደር አካባቢ ነው ተወልጄ ያደጉት ቤተሰቦቼም እዘው ነው ያሉት ማለት ነው። እና እንግዲህ የቤተሰቦቼ አስር ልጆች የሚሆኑት ወልደዋል ማለት ነው። ከእነዚህ አስር ልጆች ውስጥ ግን ቤተሰቦቼ አራት የሚሆኑት በሞት አጠው ስድስቶቻችን በህይወት አለን እስካሁን ድረስ አድገናል ማለት ነው። እና ያው ቤተሰቦች እንግዲህ በጣም ደካሞች ናቸው ማለት ነው። ወደ እርጅናው የተጠጉ ናቸው ማለት ነው። የአባቴ ወደ ሰማንያ አመት አካባቢ ሲሆነው የእናቴ ደግሞ ስድሳ አምስት እና ስድሳ ስድስት አካባቢ ትገኛለች ማለት ነው። እና እንግዲህ ቤተሰቦቼ ወደ እርጅናው ናቸው ማለት ነው። አሁን ላይ ቤተሰቦቼ ምንም አይነት ህፃን ልጅ የላቸውም ምክንያቱም ውላድ አቁመዋል ማለት ነው። ምክንያቱም ውላድ የሚቆመው እንግዲህ ከአርባ አምስት እስከ አምሳ ባለው የእድሜ ክልል ውስጥ በመሆኑ እናቴ እንግዲህ ወላድ ካቋረጠች ብዙ ቀናት ሆኗል ማለት ነው። እና እኔም የቤተሰቦቼ የመጨረሻ ልጃቸው ነኝ ማለት ነው። እና እንግዲህ ልጃቸውን እነዚህ አራቱን ልጆችን ወደ መጀመሪያ አካባቢ ወይም ደግሞ ትላልቆቻችን ናቸው ማለት ነው የኛ ትላልቅ ልጆችን በተከታታይ በሞት ልጆቻቸውን በሞት አጥተዋል ማለት ነው። እና እነዛን ሲያጡ በጣም ደንግጠው ነበረ ነገር ግን አሁን ላይ እንግዲህ ያው እኛን በማግኘታቸው በጣም ደስተኞች ናቸው ማለት ነው። ቤተሰቦች እንግዲህ እነዚህ ናቸው ማለት ነው። እና እንዲሁም ደግሞ ቤተሰቦቼ እንግዲህ የሚተዳደሩት በግብርና ነው ማለት ነው። ወይም ደግሞ አባቴ አርሶ አደር ነው ማለት ነው። በእርሻ የሚተዳደር ነው እናቴ ደግሞ የቤት እመቤት ናት ማለት ነው ቤት ውስጥ እንግዲህ የቤት ስራ ላይ ነው የምትሰራው ማለት ነው። በማብሰል ለአባቴ የሚሆን ምግብ በማብሰል ነው ማለት ነው የምትዳደረው ብዙን ጊዜ እንግዲህ ገጠር ያለ ማህበረሰብ ያውቀዋል እናት እንደዚህ አይነት ስራ ነው የምትሰራ ማለት ነው። እንጂ የራሷ የሆነ ስራ ወይም ደግሞ የራሷ የሆነ የገቢ ምንጭ የላትም ማለት ነው። አባቴ እየሰራ በሚያመጣው ንብረት ወይም ደግሞ የገቢ ምንጭ ይተዳደራሉ ማለት ነውና ቤተሰቦቼ ያው ይሄንን በመሰለ ኑሮ ነው እየተዳደሩ ያሉት ማለት ነው። እና እንግዲህ ገጠር አካባቢ ላይ የሚኖሩ እናቶች በጣም እየተጨቆኑ ናቸው ማለት ነው። ምክንያቱም አባት እንዳሻው ሲዞር ይውላል እናት ግን ቤት ውስጥ ቁጭ ብላ ምግብ ማብሰል ነው ማለት ነው። እና አባት ትጉ ካልሆነና ጠንካራ ካልሆነ የእናት የገቢ ምንጭ የሌላት በመሆኑ ትጎዳለች ትጎሰቁላለች ማለት ነው። በዛ ላይ ደግሞ አባት መጥቶ እሷን ቁም ስቅሏን ያበላታል ወይም ደግሞ ይረብሻታል ማለት ነው። ለምን ምግብ አላበሰልሽም? ለምን እንደዚህ አላደረግሽም? እያለ እንትን ሊላት ሊያስቸግር ይችላል ማለት ነው። ይህ የሚሆንበት ምክንያት ደግሞ እናት የራሷ የሆነ የገቢ ምንጭ ባለመኖሩ ነው ማለት ነው። እንዲሁም ደግሞ እናት እንግዲህ በዝቅተኛ አባት እሷን ዝቅ አድርጎ ነው የሚያያት እሱ ሁሉን ነገር ማድረግ የሚችል እሷ ግን ምንም ማድረግ እንደማትችል አድርጎ ነው የሚሰማው እና እናት እንደዛ ናት ማለት ነው። እና ለቤተሰቦቼ እኔ የመጨረሻ ልጅ እንደመሆኔ መጠን ተማሪ ነኝ እንግዲህ ከቤተሰቦቼ ያሏቸው የብቸኛው ተማሪ ልጅ እኔ ነኝ ማለት ነው። ሌሎቹን እንግዲህ ቤተሰቦቼ አርሶ አደር ነው ያደረጓቸው ማለት ነው። ገጠርም ከመሆኑ የተነሳ ቤተሰቦቼ ሌሎች እህት ወንድሞቼ ያው ትምህርት ትንሽ ሞክረዋል በጣም ጎበዞች ነበሩ ነገር ግን ያው ከገጠር ማህበረሰብ የተወለዱ በመሆናቸው ስለ ጉብዝናቸው ማንም ይጨነቅላቸው ስላልነበረ በተለይም ደግሞ እናቴም አባቴም ትምህርት ያልተማሩ በመሆናቸው ይህንን አያገናዝቡም ነበርና ትምህርት እንዳይቀጥሉ አድርገዋቸዋል ለማለት ነው። በአጭሩ ቀርተዋል እና ሁሎችም አርሶ አደርናቸው ማለት ነው። እና እኔ የመጨረሻ ልጃቸው ነኝ ተማሪ ነኝ ማለት ነው። እና ወደ ዩኒቨርሲቲ ደርሻለሁ። እንግዲህ የቤተሰቦቼ ትልቅ የሆነ አደራ አለብኝ ማለት ነው። ጠንክሬ ሰርቼ ቤተሰቦቼን ማገዝ ይኖርብኛል ማለት ነው። ምክንያቱም ቤተሰብ ለኔ ብለው ብዙ ነገር አድርገዋል እና እንግዲህ ይሄን ያደረጉልኝን ነገር በ እንትን ማለት አለብኝ ማለት ነው። መክፈል አለብኝ ማለት ነው። እና ቤተሰቤን ማገዝ ግዴታዬ ነው ማለት ነው። እና ሁላችንም

ሰላም ጤና ይስጥልኝ ለቀረበልኝ ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው በመጀመሪያ እድሉ ስለተሰጠኝ እጅግ አድርጌ አመሰግናለሁ። ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው እንግዲህ ቀዝቃዛ የአየር ሁኔታ ያው ይመቸኛል ማለት ነው። እወዳለሁ እኔ ማለት ከሙቀት በጣም ሙቀት ከሚሆን ቀዝቀዝ ያለ የአየር ሁኔታ ይመቸኛል ማለት ነው። እንግዲህ ይህም የሆነበት ምክንያት እኔ ተወልጄ ያደኩት ወደ ምስራቅ ጎጃም አካባቢ ነው። እና በተለይ እኛ አካባቢ ላይ ደግሞ ወንዝ ወረድ ስለሆነ የአየር ንብረቱ ቀዝቀዝ ያለ ነው ማለት ነው። እና የአየር ንብረቱ ቀዝቀዝ ያለ መሆኑ ደግሞ እኔም ደግሞ ይሄንን የአየር ንብረት እንድላመደው አድርጎኛል ማለት ነው። ሙቀት ከሆነ ግን ለኔ በጣም ከባድ ነው ምክንያቱም ሙቀት የሆነ የአየር ንብረት ለኔ ስለማይመቸኝ ማለት ነው። እና ቀዝቀዝ ያለ የአየር ንብረት ይመቸኛል ምክንያቱም ከሙቀት ይልቅ ቀዝቃዛ የአየር ንብረት ጥሩ ነው። ምክንያቱም ሞቅ ያለ ልብስ ለብሰን እንኳን መከላከል እንችላለን ሙቀት ግን በጣም ሙቀት ከሆነ ያንን ሙቀት እንግዲህ ለመቀነስ በጣም ከባድ ነው ማለት ነው። ራቆትን ብንል እንኳን የባሰ ነው ሙቀት ያለው ልብስም ስንለብስ ደግሞ ያንን ለመከላከል እጅግ በጣም አስቸጋሪ ስለሚሆን ሙቀታማ ነገር በጣም አልወድም ማለት ነው። ቀዝቀዝ ያለ የአየር ንብረት ይመቸኛል ማለት ነው። እንግዲህ ቀዝቀዝ ያለ የአየር ንብረት አሪፍ ነው ማለት ነው። ምክንያቱም ውሃን ለምሳሌ ብንመለከት ቀዝቀዝ ያለ አየር ንብረት ያለበት አካባቢ ላይ ውሃ ራሱ ቀዝቀዝ ያለ ውሃ በጣም የሚጥም ውሃ ነው የሚሆነው ማለት ነው። ግን ሙቀት ሙቀታማ የአየር ንብረት ያለበት ቦታ ደግሞ ጨው ነው የሚሆን ማለት ነው። ወሃው ራሱ ሞቅ ያለ ሆኖ ስንጠጣው የማያረካን ይሆናል ማለት ነው። ለምሳሌ ብንወስድ ወደ ጅጅጋ አካባቢ ላይ በጣም እጅግ በጣም ሞቃት ነው አስቸጋሪ ነው ማለት ነው። በተለይ ቀትር ላይ ስድስት ሰዓት እስከ አስር ሰዓት ያለው በጣም የሚያቃጥል ነዳዳ የሆነ ሙቀት ነው ማለት ነው። ያለው እና ይሄ ሙቀት በጣም ከባድ ነው ለምሳሌ ግን አሁን እኛ ያለንበት ላይ ቀዝቃዛ ነው ማለት ነው። ቀዝቃዛ ነው እና ጠዋት ላይ ሞቃት ልብስ ክንንብ ያለው ልብስ ለብሰን የፈለግነውን ነገር ማድረግ እንችላለን ማለት ነው። እና ቀዝቃዛ የአየር ንብረት በጣም አሪፍ ነው ብዬ ነው የምወስደው ማለት ነው። አንዳንዶቹ ደግሞ ሙቀት የሚወዱ አሉ በርግጥ እኔ እንደኔ የሚመች የቀዝቃዛ ቢሆንም ሌሎቹም ሙቀት የአየር ንብረት የሚመቻቸው አሉ ማለት ነው። ለምሳሌ ሴቶች የሙቀት የአየር ንብረት ይመቻቸዋል ይባላል እና እንደው ከዚሁ ጋር ብነሳም ጓደኛዬ ለምሳሌ ሙቀት የአየር ንብረት በጣም ይመቻታል ወዝዋ ምናምን ፊታን ሁላ ታጠራለች ማለት ነው። ቀዝቃዛ የአየር ንብረት ከሆነ ግን አመዷን ነው የሚወጣው አመዳም ትሆናለች እና ይሄ ምንድነው እንደየሰዎች ባህሪ እንደየሰዎቹ ያላቸው የአየር ንብረትን የመላመል ሁኔታ ይወሰናል ማለት ነው። እና እሷ አሁን ድሬዳዋ ነው የምትኖረው እንግዲህ ድሬዳዋ ማለት ወደ ጅጅጋ አካባቢ ነው እና ያም በጣም ከፍተኛ የሆነ ሙቀት ያለበት አከባቢ ነውና እዛ ላይ እንግዲህ ከፍተኛ የሆነ ሙቀት አለ ነገር ግን ያንን ሙቀት ተቋቁማ እየኖረች ነው ማለት ነው። እና ወደ እኛ አካባቢ አሁን ቅርብ ላይ መጥታ ነበርና እዛ መጥታ ቀዝቃዝ ሞቃት ልብስ እንግዲህ ይዛለች ግን ያንን ለብሳ እንኳን የአየር ንብረቱን መቋቋም እጅግ በጣም አደጋችን ሆኖባት ነበር ማለት ነው። እና እንግዲህ ሙቀት የአየር ንብረት እንደኔ አልወድም ቀዝቃዛ በጣም አሪፍ ነው ማለት ነው። ከዚህም በተጨማሪ ልብስን ለምሳሌ ብንወስድ ማለት ነው ጥቁር ልብሶች እንግዲህ ቀዝቀዝ ያለ አየር ንብረት በጣም ችግር የለውም። በጣም ሙቀታማ ሆነልኝ ግን እና ፀሀያማ ከሆነ ከለር ፌድ ወይም ደግሞ ከለር የመቀየር ነገር ይታይባቸዋል ማለት ነው። ለምሳሌ እኔ አሁን አንድ ክንንብ ያለው ባለቆብ ልብስ አለኝ እና ያንን ወደዛ ወደ ሙቀታማው አካባቢ ለብሼው ሄጄ ነበር ያለ ብሼ እንግዲህ ከለሩ ቀየረ ማለት ነው። ወደ ሌላ ከለር ወደ ቡላ የሆነ ከለር በጣም የሚያስጠላ ከለር ነው ማለት ነው። የተቀየረብኝ ያም የሆነው እንግዲህ ከፍተኛ የሆነ የፀሀይ ሙቀት ስላለ ያ እንዲቀይር አድርጎታል ማለት ነው። እና በአጠቃላይ ጠቅለል ሲል ሙቀት በጣም አስጠሊ ነው ማለት የሚመች አይነት አይደለም አብዛኛውም ሰው አይመቸውም ማለት ነው። እኔ ሙቀት ምናምን ከነካኝ ቆዳዬ ራሱ እንትን ይላል ማለት ነው በጣም ብልዝ ነው የሚለው ማለት ነው። እና ይሄንኛውን ቀዝቃዛ የአየር ንብረትን ግን መከላከል በጣም ቀላል ነው ማለት ነው። ለምሳሌ ቫዝሊን ልንቀባ እንችላለን እንዲሁም ደግሞ ከንፈራችንም እንዳይደርግ ማስክ እናደርግና ባለኩፍያ ቆብ ያለው ጃኬት ለብሰን ብንንቀሳቀስ ያህንን የአየር ፀባይ እንግዲህ መቆቋም እንችላለን ማለት ነው። እና ጠቅለል ሲል ብርድ ከዛ

ሰላም ጤና ይስጥልን አመሰግናለሁ ለተሰጠኝ እድል እንግዲህ ይሄንን ምላሽ ለመስጠት ወደ እናንተ ቀርቤያለሁ ማለት ነው። እንግዲህ ጥያቄው ምን ይላል ማሰላሰል ታደርጋለህ ለሚለው ጥያቄ? ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ ማሰላሰል ታደርጋለህ ማለት አዎ ማሰላሰል ማድረግ እንግዲህ በጣም ወሳኝ የሆነ ነገር ነው ማለት ነው። ማሰላሰል ማለት እንግዲህ ሀሳብ ማለት ነው ስለ አንድ ነገር። ነገሮችን በጥልቀት ማሰብ ማለት ነው። እና ማሰላሰል ነገሮችን በተመስጦ ማየት በጣም ደስ ይለኛል ማለት ነው። እኔ ስራዎችንም ስሰራ በመጀመሪያ በማሰላሰል ነገሮችን በጥልቅ ከተመለከትኩ በኋላ በየት ብሄድ ያወጣኛል እንዴት ባደርግ ጥሩ ነው የሚለውን በማሰላሰል እና በተመስጦ ውስጥ ሆኜ ነገሮችን መመልከት በጣም ደስ ይለኛል ማለት ነው። እና ማሰላሰል አደርጋለሁ ማሰላሰል በጣም ጥሩ የሆነ ነገር ነው ብዬ ነው የምወስደው ማለት ነው። ግን አንዳንድ ሰዎች ያለማሰላሰል ጥቁለት ሳያደርጉ ዝም ብለው ስራን ሊሰሩና እንደገና ደግሞ ሲያፈርሱ እናያለን ማለት ነው። ወይም ደግሞ ያን ስራ ማስተካከል የማይችሉ ከሆነ ጀምረው ይተውታል ማለት ነው። እና ይሄ የሆነበት ምክንያት ነገሮችን በማሰላሰል አለማድረጋቸው ነው ማለት ነው። እና ማሰላሰል ማድረግ በጣም አስፈላጊ ነው እንግዲህ ማሰላሰል ማድረግ ትልቅ ጠቀሜታዎች አሉት ማለት ነው። ከእነዚህም ጠቀሜታዎች መካከል ነገሮችን በሰፊው ለመረዳት እንዲሁም ደግሞ ያለንን ሁሉ ነገር በደንብ አድርጎ ትኩረት ከመስጠት አንፃር ማሰላሰል ማድረግ በጣም አስፈላጊ ነው ማለት ነው። እና ማሰላሰል እንድታደርጉ እጋብዛችኋለሁ ሁላችሁንም ማለት ነው። ማሰላሰል ማድረግ ከሁላችንም የሚጠበቅ ነገር ነው እና ማሰላሰል ጥሩና አሪፍ የሆነ ነገር ነው ማለት ነው። ማሰላሰልን እንግዲህ ሁሉም ሰው ማሰላሰል ላያደርግ ይችላል ማለት ነው። የኔ ግን በተፈጥሮ ነገሮችን ማሰላሰል በጣም ደስ ይለኛል ማለት ነው። እንግዲህ ማሰላሰል የማደርግበት ብዙ ምክንያቶች አሉት። አንዳንዴ ማሰላሰል የሚያደርገው በሚከፋይፈኝ ጊዜ ቁጭ ብዬ እየሰላሰልኩ ይሄንን ነገር እንዴት ማድረግ አለብኝ እያልኩ በአእምሮዬ አወጣ አወርደዋለሁ ማለት ነው። ከዛም ማሰላሰል ሳደርግ እንግዲህ ነገሮችን በተመስጦ ስመለከት ነገሮች በግልጽ ይታዩኛል ማለት ነው። ዝቅ ብዬ ማሰላሰል እያደረኩ ነገሮችን ስመለከት ስለ ነገሮች በደንብ ግልጽ የሆነ ነገር አገኛለሁ ማለት ነው። ነገር ግን ማሰላሰል ሳናደርግ ዝም ብለን የምናከናውን ከሆነ ትክክለኛውን መንገድም ላናገኘው እንችላለን እና ማሰላሰል ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ አንዳንዴ ነገሮችን የማላውቃቸው ነገሮች ሲገጥሙኝ ስራውን አቋርጬ ማሰላሰል አደርጋለሁ። እንዴት አድርጌ ብሰራ እንዴት ነው ማድረግ ያለብኝ እንዴት ነው ማከናወን ያለብኝ እያልኩ ማሰላሰል እያደረኩ በተመስጦ እቆያለሁ ማለት ነው። ከዛም ይሄን ማሰላሰል ሳደርግ እንግዲህ ስለ ነገሮች ግልጽ የሆነ ነገር ያቃጭልብኛል ወይም ደግሞ ይመጣልኛል ማለት ነው። ከዛም ነገሮችን መስራት እችላለሁ ማለት ነው። እና ማሰላሰል በጣም ጠቃሚ የሆነ ነገር ነው እኔ ማሰላሰል አደርጋለሁ። ሁላችሁም ማሰላሰል ታደርጉ ዘንድ እጋብዛችኋለሁ እና ማሰላሰል ከሁላችንም የሚጠበቅ ነገር ነው ማለት ነው። እንግዲህ ማሰላሰል በብዙ ስራዎች መስክ ላይ ያገለግላል በተለይ ደግሞ እንደዚህ መብራት ነክ የሆኑ ነገሮችን ስንሰራ በጣም ከባድ ከመሆናችሁም የተነሳ በጣም እያሰላሰልን ጊዜ እየወሰድን ነው መስራት ያለብን ማለት ነው። እና ለምሳሌ አንድ ኤሌክትሮኒክ የሚሰራ ጓደኛ አለኝ ማለት ነው። እና ሲሰራ በጣም ዝግ ብሎ ነው ዝግ ብሎ ነው የሚሰራው ማለት ነው። ግን ስራው ደግሞ በጣም ኳሊቲ እና በጣም ጥራት ያለው ነው ማለት ነው። ያ የሚሆንበት ምክንያት ዝግ ብሎ ነገሮችን በማሰላሰል ስለሚሰራ ማለት ነው። እና ማሰላሰል በጣም አሪፍ ነው። እንዲሁም ማሰላሰል ፈተና ላይ ራሱ በምንሰራበት ጊዜ ማሰላሰል በጣም ይጠቅማል ማለት ነው። እኔ ሳላሰላስል ዝም ብዬ ቶሎ ቶሎ ከሰራሁኝ ውጤቴ ዝቅተኛ ነው ማለት ነው። ነገር ግን ተረጋግቼ ሰፊ የሆነ ጊዜ ከተሰጠኝ ነገሩን በጥልቅ እያሰላሰልኩ አራቶቹንም ምርጫ ማለት ነው አራት ምርጫ ከተሰጠ ስለ አራቶችም ምርጫ በደንብ አሰላስላለሁ ማለት ነው። እያንዳንዳቸውን አሰላስሌ ምን ምን እንደውም ይሁን መልሱ በቀላሉ መድረስ ይችላሉ ማለት ነው። እና ማሰላሰል በጣም አሪፍ ነገር ነው። ሁላችንም ልንለምደው የሚገባ ነገር ነው ማለት ነው። እና ማሰላሰል ሲባል እንግዲህ ነገሮችን በትኩረት የመመልከት ሂደት ማለት ነው። እና ሁለችንም ነገሮችን በማሰላሰል በትኩረት በተረጋጋ መንፈስ ልናይ ይገባል እና ሁላችሁም ማሰላሰል ታደርጉ ዘንድ እጋብዛችኋለሁ። እኔ እንግዲህ በማሰላሰል ነገሮችን ሳደርግና እንዲሁ በዘፈቀደ ስሰራ የተለያየ ውጤት ስላመጣው ማሰላሰል ማድረግ ጠቃሚ እንደሆነ ነው የማውቀው ማለት ነው። እና

እሺ ሰላም ጤና ይስጥልኝ? አመሰግናለሁ የምትወደው ከተማ የት ነው? ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ እኔ የምወደው ሶስት የሚሆኑ ከተማዎችን በጣም አድርጌ እወዳለሁ። ማለት ነው። በመጀመሪያ ደረጃ በጣም የምወዳት ከተማ ባህርዳር የምትባለዋ ከተማ ናት ማለት ነው እንግዲህ ይቺ ባህርዳር ከተማ በጣም ደስ የምትል ናት ማለት ነው በተፈጥሮ አቀማመጧም ያላት የተፈጥሮ ሀብቶቿ ራሱ በጣም ደስ የሚሉ ናቸው ማለት ነው። ለምሳሌ ከተፈጥሮ ሀብቷ ብንነሳ የጣና ገዳማት የጣና ሀይቅ እነሱ እነሱ በጣም ደስ ይላሉ። እንዲሁም ደግሞ ያሉት እጽዋቶቿ ራሱ በጣም የሚያምሩ ናቸው። መልካም ምድሯንም ብንመለከት እንዲሁም የአየር ንብረቷም ቀዝቀዝ ያለ በመሆኑ ባህር ዳር ከተማን በጣም አድርጌ የምወዳት ከተማ ናት። በአንደኛ ደረጃነት የምወዳት ከተማ ባህር ዳር ናት ማለት ነው። ከዛ በመቀጠል ደግሞ አዲስ አበባ አዲስ አይ ሚን ሀዋሳን ከተማ ነው ከእሷ ጋር ቀጥዬ የምወደው ማለት ነው። እና ሀዋሳ ከተማ እንግዲህ እሷም እንደዚሁ እንደ ባህር ዳር ሀይቅ ያለባት ናት ማለት ነው። እና በእነዚህ ሀይቁ ልጅም የተለያዩ አሳ አሳ ምርት አለና አሳ በቀላሉ ማግኘት እችላለሁ። ማለት ነው። ካሳዎቹ በተጨማሪም ደግሞ የተለያዩ ፍራፍሬዎች የሚገኙባት ናት ማለት ነው። እንግዲህ በደቡብ ውስጥ የምትገኝ ከተማ ናት። እንግዲህ ይቺ አሁን ላይ ማለት በቀደሙ የደቡብ ዋና ከተማ ነበረች። አሁን ላይ ግን ሀገራት እየተከፋፈሉ መአት ኢትዮጵያ ወደተለያዩ ክልሎች እየተሸነሸነች እንግዲህ የሲዳማ ክልል ዋና ከተማ ሆና ነው ማለት ነው የተቆረቆረችው እና ይቺ ከተማ እንግዲህ የደቡብ አካባቢ እንደምት እንደመገኘቷ መጠን ከፍተኛ የሆነ ፍራፍሬ ይገኝባታል። ማለት ነው እና ከፍራፍሬዎች መካከልም እንግዲህ ሀባብ፣ አቮካዶ፣ ፓፓዬ ግሽጣ አፕል ወይም ደግሞ ወይን ምናምን የመሳሰሉት እንትኖች ስለሚገኙባት በጣም አድርጌ ነው የምወዳት ማለት ነው። እና ፍራፍሬም በጣም አስፈላጊ ስለሆነ ለሰው ልጅ እንግዲህ ለጤንነትም አስፈላጊ በመሆኑ ይቺን ሀዋሳን በጣም እንድወዳት አድርጎኛል። ማለት ነው እና ሀዋሳ ከተማ በጣም ደስ የምትልናት ማለት ነው ከዚህም በተጨማሪ አሳ አለ። እንግዲህ አሳ በርካሽ ነው አሁን እኛ አካባቢ አሳ ምናምን ብንል ሆቴል አካባቢ ላይ በጣም ውድ ነው። ማለት ነው እና እዚህ ሀዋሳ ላይ ግን ሀሳን ሀሳን በቀላሉ በርካሽ ዋጋ መግዛት እንችላለን። ማለት ነው። እንዲሁም ደግሞ የአሳ ሾርባ የሚባል አለ። እሱ በጣም ለሰው ልጅ በጣም አሪፍ የሚያነቃቃ በመሆኑ አሳንም እንደዚሁ በቀላሉ ማግኘት ስለሚችል የሀዋሳ ከተማን በሁለተኛ ደረጃ አድርጌ እወዳታለሁ። ማለት ነው። ነገር ግን ደግሞ የምጠላበት አንድ ነገር አለ እሱ ደግሞ የስራ እድል የለም ማለት ነው። የስራ እድል ባለመኖሩ ያው በጣም ደግሞ አሪፍ እንዳትሆን አድርጓታል ማለት ነው። ሌላው ደግሞ በሶስተኛ ደረጃ የምወዳት ደግሞ አዲስ አበባችን ናት። እንግዲህ አዲስ አበባ ከተማ የኢትዮጵያ ዋና ከተማ ናት ማለት ነው እና እንደዛ እንደመሆኗ መጠንም ኮሊደሮቿ ኮሊደሮቿ እንግዲህ በጣም አሪፍ ኮሊደር ልማት የሚገኝባት ሀገር ናት ማለት ነው። እና ያም እንደመሆኑ መጠን በጣም አድርጌ እወዳታለሁ። በተለይ በአሁኑ ወቅት አዲስ አበባ በጣም ደስ የምትል ናት ማለት ነው። አሜሪካ የሄድኩ ያክል ነው የሚሰማኝ ማለት ነው ያሉት የህንፃዎቹ ውርዝመት እንዲሁም ደግሞ የህዝቡ ብዛት ምናምን በጣም በቃ ብዙ በጣም ደስ የሚል ነገር አለ ማለት ነው። እናም አዲስ አበባ ላይ የስራ እድልም ከፍተኛ ነው ማለት ነው። አብዛኙ የገጠሩ ክፍል ወይም ደግሞ በሌሎች የክልሎች የሚገኙ ህዝቦች ብሄር ብሄረሰቦች አዲስ አበባ ውስጥ ይገኛሉ። ያም የሆነበት ምክንያት እንግዲህ ከፍተኛ የሆነ የስራ እድል በአዲስ አበባ ከተማ በመኖሩ ነው ማለት ነው። እና እኔ የምወዳቸው ከተማዎች እንግዲህ እነዚህ ሶስቶቹ በቅደም ተከተል ናቸው ማለት ነው በጣም በጣም የምወዳቸው ማለት ነው። ከእነዚህም በተጨማሪ ግን ያው በትንሹም ቢሆን የምወዳቸው ከተማዎች እንዲሁ አሉ ማለት ነው፣ ከእነዚህ ከተማዎችም እንግዲህ ቢጀና የምትባል ከተማ አለች እሷ ከተማም በጣም ደስ የምትል ከተማ ነች። ማለት ነው እሷን ደግሞ የምወድበት አንድ ነገር አለ ያ የሆነበት ምክንያትም እንግዲህ ነገሮችን በረካሽ ነው መግዛት የምንችለው ከእነዚህ ከጠቀስኳቸው ከሶስት ከተማዎች በተሻለ ረከስ ያለ ነገር ረከስ ባለ ዋጋ ነገሮችን መግዛት የምንችልበት ጣቃዎችን መግዛት የምንችልበት ከተማ በመሆኗ እንደወዳት አድርጎኛል። ማለት ነው እንግዲህ እነዚህ

ሰላም ጤና ይስጥልኝ አመሰግናለሁ ልብሶችህ በስርዓት የተቀመጡ ናቸው ለሚለው ጥያቄ ምላሼ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ የኔ ልብሶቼ በስርዓት የተቀመጡ ናቸው ማለት ነው። ምክንያቱም ልብስን በስርዓት ማስቀመጥ በጣም ጥሩ የሆነ ነገር ነውና ልብሶቼን በስርዓት ነው የማስቀምጥ ማለት ነው። እንዴት ነው በስርዓት ማስቀምጥ ከተባለ እንግዲህ በመጀመሪያ ደረጃ ልብሴን የስራ እና የመዝናኛ ወይም ደግሞ በዓል ሳከብር የምለብሳቸው ልብሶች ብዬ እከፋፍላለሁ ማለት ነው። እንግዲህ የስራ የምለብሳቸው ልብሶች ከበዓል ከማከብርባቸው ልብሶች የተለዩ ናቸው ማለት ነው። እና እነዚህን ልብሶች በተለያየ ቦታ ነው የማስቀምጠው ማለት ነው። ምክንያቱም ስራ የምለብሳቸው ልብሶች ሊቆሽሹ ስለሚችሉ ከንጹሁ ልብሶች ጋር ለይቼ ማስቀመጥ ይኖርብኛል ስለሚኖርብኝ ማለት ነው። እና እነዚህን ልብሶችም ደግሞ አጥቢ ማለትም በዓል ያከበርኩባቸው ልብሶች በዓል ካከበርኩኝ በኋላ አጥቤ በስነ ስርዓት አጣጥፌ ቦርሳ ውስጥ ወይም ደግሞ ሳጥን ውስጥ ነው የማስቀምጣቸው ማለት ነው። እና እነዚህን በስራት አስቀምጬ ሌላ ጊዜ ደግሞ በዓል ሲመጣ እንዲሁ አውጥቼ እለብሳለሁኝ ማለት ነው። እና የስራ ልብሴን ደግሞ ቅርብ ላይ እንዲሁ አጥፌ ነው የማስቀምጠው ማለት ነው። ምክንያቱም በቅርብ የማደርግበት ምክንያት እንግዲህ በየቀኑ ስለምለብሳቸው ለስራ የሚሆኑ ልብሶችን ስራ ሁሌ በምህድበት ጊዜ የምለብሳቸው በመሆኑ እነዚህ ልብሶች እንግዲህ ቅርብ ቦታ ላይ በስርዓት አጥፌ አስቀምጣቸዋለሁ ማለት ነው። ከዛም በሚያስፈልጉበት ሰዓት አንስቼ እነዛ ልብስ እየለበስኩ ወደፈለኩት ስራ እሄዳለሁ ማለት ነው። እና ልብስን በስርዓት ማስቀመጥ ብዙ ጠቀሚታዎች አሉት ማለት ነው። የመጀመሪያው ጠቀሜታ እንግዲህ በስርዓት ካስቀመጥነው ልብስን በቀላሉ ለማግኘት ማለት ለምሳሌ አንዳንድ ሰው ልብሱን በስርዓት ካለማስቀመጡ የተነሳ ዝም ብሎ ምስቅልቅል አድርጎ ያስቀምጠውና ለስራ የሚፈልገውን ልብስ ማግኘት በጣም አዳጋች ይሆንበታል ማለት ነው። ልብሱን በመፈለግ ብዙ ደቂቃ ሊያባክን ይችላል ማለት ነው እንዲሁም ከስራ እንኳን ሊያረፍድ ይችላል ማለት ነው። እንዲህ አንዴ የገጠመኝ ነገር አለ እና አንድ ጓደኛ አለኝ እና ተኝቶ ያረፍዳል ብዙ ጊዜ ተኝቶ ነው የሚያረፍደው ማለት ነው። እና ወደ ስራ እንሂድ ብዬ ስቀሰቅሰው ጠዋት እሺ ብሎ ተነስቶ ልብሱን ሲፈልግ ሰላሳ እና አርባ ደቂቃ ይፈጅበታል ማለት ነው። ይሄ የሆነበት ምክንያትም እንግዲህ የስራ ልብሱን በዓላት የሚያከብርበት ልብሱንም በአንድ ፒስታል እና የሆነ መዳበሪያ የመሰለ የልብስ ማስቀመጫ አለው ማለት ነው ሁሉንም አመሳቅሎ በአንድ ይከተዋል ከዛ ያንን ልብስ በመፈለግ ነው ማለት ነው። የሚውል እና እንግዲህ ልብስን በስራት ማስቀመጥ የመጀመሪያው ጠቀሜታ በቀላሉ ለማግኘት እና ቶሎ ወዳሰብንበት ቦታ ለመጓዝ ያገለግላል ብያለሁ። በሁለተኛ ደረጃ ደግሞ ልብሳችን እንዳይቆሽሽ ማለት ነው ልብሳችን እንዳይቆሽሽ ስል እንግዲህ ለስራ የለበስነውን ልብስ ከንጹህ ጋር የምናቀላቅለው ከሆነ ተነካክቶ ልብሳችን ሊቆሽሽ ይችላል ማለት ነው። ይሄ ልብስ ሲቆሽሽም ደግሞ ሌላ መጥፎ ሽታ ያመጣል ማለት ነው ምክንያቱም አዲሱ ልብስ ጥሩ ሽታ አለው ያንኛው መጥፎ ሁለቱ ሲገናኝ ሌላ የማይፈለግ ጠረን በጣም አላስፈላጊ የሆነ መጥፎ ሽታን ሊያመጣብን ይችላል ማለት ነው። እንግዲህ ልብስን በስራት ማስቀመጥ ይሄ ጥቅሞች አሉት ሌላው ደግሞ ልብስን በስራት አለማስቀመጥ ልብስ ያለ እድሜው እንዲያልቅ ሊያደርግ ይችላል ማለት ነው። እንዴት ከተባለ እንግዲህ ሳናጥፍ ዝም ብለን የምናስቀምጠው ከሆነ ልብሱ ይኮረፋፈዳል ማለት ነው ስራቱን ያጣል ከዛም እንግዲህ በምንፈልግበት ለመልበስም በምንፈልግበት ጊዜ ተጫጭኖ አንዱን ከአንዱ ስንስብ ያ ልብስ ሊቀደድ ይችላል ማለት ነው። እና ልብስን በስርዓት ማስቀመጥ በጣም ብዙ በርካታ የሆኑ ጠቀሚታዎች አሉት ማለት ነው። እና ሁላችሁም ልብሳችሁን እንደኔ በስራት እንድታስቀምጡ እጋብዛችኋለሁ ማለት ነው። እንግዲህ ይሄን ያክል ታልኩ እናንተም ያው ብዙውን የምታውቁት ይሆናል ማለት ነው። የማታውቁ ካላችሁ ደግሞ ወይም ደግሞ ያለ ስራት ልብሳችሁን የምታስቀምጡ ሁላችሁም የምትሰሙት ሁሉ ልብሳችሁን በስነ ስርዓት እንድታስቀምጡና ልብሳችሁን በተገቢው ሁኔታ ለፈለጋችሁት ሰዓትም በተሎ ለመድረስ ስለሚያግዛችሁ ልብሳችሁን በስነ ስርዓት እንድታስቀምጡ እጋብዛለሁ ማለት ነውና። ልብስን እንግዲህ በስነ ስርዓት ማስቀመጥ በጣም አስፈላጊ የሆነ ጉዳይ በመሆኑ ሁላችንም ልብስን በስነ ስርዓት ማስቀመጥ ከሁላችን ከእያንዳንዳችን የሚጠበቅ ተግባር በመሆኑ ሁላችሁም ልብሳችሁን በስነ ስርዓቱ እንድታስቀምጡ እላችኋለሁ ማለት ነው። እንግዲህ እኔ የነበረኝ ይሄ ጊዜ ቆይታ ይሄን ይመስላል ሰላም ሁኑልኝ አመሰግናችኋለሁ

ሰላም ሰላም ጤና ይስጥልኝ እንግዲህ ለተጠየቀ ለተጠየቁት ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው እንግዲህ ከፀሀይ እንዴት ትጠበቃለህ? ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው እንግዲህ ከፀሀይ ፀሀይ እንግዲህ ከፍተኛ የሆነ ጨረር ያላት ብርሃንን የምታመነጭ የተፈጥሮ ምንጭ ናት ማለት ነው እና ይቺ ፀሀይ እንግዲህ እኛ ላይ በቀጥታ የምታርፍ ከሆነ ያው ብዙ ጉዳት ልታደርስ ትችላለች ማለት ነው ምክንያቱም ሰውነታችንን ከማጥቆር አንጣር ሽውታም ልታስመታ ትችላለች ማለት ነው እና እንግዲህ ከዚች ፀሀይ ልቆጠብ እችላለሁ በተለይ ቀን አካባቢ ያለው ፀሀይ በጣም ሞቃት ከመሆኑ የተነሳ ከዚህ ፀሀይ በብዙ አይነት ልጠለል እችላለሁ አንደኛ ጉዞ የማደርግ ከሆነ ዣንጥላ መጠቀም እችላለሁ ማለት ነው ዣንጥላዬን በመጠቀም እንግዲህ የፀሀይን ብርሃን መከለል እችላለሁ ማለት ነው ጥላ ፈጥሬ እንትን እላለሁ ማለት ነው እና ሌላው ደግሞ ከፀሀይ የምቆጠብበት ነገር እንግዲህ የተለያዩ ዛፍ አካባቢ ላይ ልቀመጥ እችላለሁ ማለት ነው እንግዲህ አሁን በዚህ ሰዓት ላይ ለምሳሌ ይህንን ስራ እየሰራሁ ይህንን የመስመር ስራ እየሰራሁ ነው ያለሁት እና ይህንን ስራ እየሰራሁ ባለሁበት ጊዜ በጥላ ላይ ተቀምጬ ነው ማለት ነው የዛፍ ጥላ አለ እዛ ዛፍ ጥላ ስር ላይ ቁጭ በማለት ከፀሀይ ብርሃን ራሴን መከላከል እችላለሁ ማለት ነው እንግዲህ ፀሀይ ከፍተኛ የሆነ ሙቀት የምታመነጭ ናት ማለት ነው ካሉት ብርሃን አ መንጪ አካላት ውስጥ ለምሳሌ የጨረቃ የኮከብና የፀሀይ አለ እና ከሁሉም ደግሞ በጣም ሞቅ የምትልና የማቃጠል ስሜት ያላት የፀሀይ ብርሃን ናት ማለት ነው በከፍተኛ ሁኔታ እና ከፀሀይ እንግዲህ በዣንጥላ እና በ በዛፍ ጥላ ላይ ቁጭ በማለት ራሴን እጠብቃለሁ ማለት ነው እና እንግዲህ አብዛኛው ሰው በተለይ ሴቶች ደግሞ ከፀሀይ ሻንጥላን በመጠቀም ምንም አይነት እንቅስቃሴ ሲያደርጉ ዣንጥላን ይዘው ነው ማለት ነው እንቅስቃሴ የሚያደርጉ ይኸው ወንዶች ግን በብዛት እንደዚህ አይደሉም ፀሀይን ብዙ የማይፈሩ ማለት ነው ይህም የሆነበት ምክንያት እንግዲህ ፀሀይ ላይ ብዙ ከሟል የተነሳ ፀሀይን በደንብ የለመዱት ይመስለኛል ወይም ደግሞ ፀሀይን ከመለመድ ነው ማለት ነው ሁሉም ነገር እንግዲህ ልምድ ስለሚጠይቅ ፀሀይን በጣም የምንለምዳት ከሆነ በቀላሉ እኛን ልትጎዳን አትችልም ማለት ነው ወደ ሴቶች ስንሄድ ግን ሴቶች እንግዲህ ፀሀይን መለመዳቸው በጣም ያዳግታቸዋል ቤት ውስጥ ስለሚውሉ ማለት ነው እና ሴቶች በብዛት ሻንጥላ ሳይዙ አይንቀሳቀሱም እንደውም ዳመና ቢሆን ለራሱ ወደ ፊፀሀይ ሊወጣ ይችላል በማለት ጥላ ይይዛሉ ማለት ነው እነሱ ማታም ጠዋትም ፀሀይ የሻንጥላ ይዘው ፀሀይን ይከልላሉ ማለት ነው ወንዶች ግን ቀጥር ላይ ካልሆነና ከፍተኛ የሆነ የፀሀይ ብርሃን ከሌለ በስተቀር እኛ ምንም አይነት ዣንጥላ አንጠቀምም ግን ደግሞ ቀትር ላይ ከሆነ ዣንጥላ በመያዝ ራሳችንን ከፀሀይ እንከልላለን ማለት ነው ሌላው ደግሞ ፀሀይ በሚሆንበት ጊዜ ስራ ምናምን የምሰራም ከሆነ ያንን ስራ ቤት ላይ ማከናወን የምችል ከሆነ ፀሀይ ካለበት አካባቢ ወደ ቤት ገብቼ ስራውን ማከናወን እችላለሁ ማለት ነው እንዲሁም ደግሞ ቤት አካባቢ ቅርብ ካልሆነ የስራው ቦታዬ ራቅ ሚል ከሆነና ቤት ውስጥ ለመስራት የማልችል ማከናወን የማልችል ከሆነ ሜዳ ላይም ቢሆን የተወሰነ ጥላ ማዘጋጀት እችላለሁ ማለት ነው አራት እንጨቶችን በመትከል ከላይ የሆነ ቅጠል አልብሼ ሊሆን ይችላል ወይም ደግሞ ቸንዳ ወይም ደግሞ ቆርቆሮ አልብሼ ያንን ከዛ መከለል መቆጠብ እችላለሁ ማለት ነው እና እንግዲህ ፀሀይን በብዙ መንገድ መከላከል እንደሚቻል ከእኔ ልትረዱ ትችላላችሁ ማለት ነው ከዚህም በተለየ እንግዲህ ሌሎቻችሁ ሌላም መፍትሄ ፈልጋችሁ ፀሀይን የምትከላከሉበት መንገድ ሊኖር ይችላል እኔ ግን የምጠቀምበት እንግዲህ አንደኛ ጃንጥላ በመጠቀም ነው በሁለተኛ ደረጃ ደግሞ ዛፍ ላይ ሳብ ስር ላይ በመቀመጥ ይሆናል ሌላኛው ደግሞ የምሰራቸውን ስራዎች ውጪ ላይ ከመስራት ይልቅ ቤት ውስጥ ማከናወን ሊሆን ይችላል ማለት ነው እንዲሁም ደግሞ ስራዎችን ቤት ውስጥ ማከናወን የማልችል ከሆነ ዛፍ እንጨት በመትከል ቤት መሰል ነገር መስራት ማለት ጊዜያዊ ቤት መሰል ነገር ልሰራ እችላለሁ ማለት ነው እና በዛ በመጠለል እንግዲህ የፀሀይ ብርሃንን መከላከል እችላለሁ ማለት ነው እንዲሁ ደግሞ አንዳንዴ ከፍተኛ ፀሀይ በሚኖርበት ጊዜ እና ጃንጥላ ይዤ ካልሆነ ጃኬት ምናምን ለብሼ ከሆነ በእጄ ጃኬቱን ከራሴ ላይ ከፍ አድርጌ በመያዝ ከ

ሰላም ጤና ይስጥልኝ እንግዲህ ሳንቲም ትቆምባለህ በሚለው ጥያቄ ላይ ለማቅረብ ነው ወደዚህ የመጣሁት ማለት ነው። እና ትሎ ስለሰጠኝ በጣም አድርጌ አመሰግናለሁ። እንግዲህ ሳንቲም መቆጠብ በጣም አስፈላጊ የሆነ ነገር ነው ማለት ነው። ምክንያቱም ሳንቲም መቆጠብ ከሁላችንም ይጠበቃል ማለት ነው። እንግዲህ ቁጠባን እንደ ባህል መቁጠር አለብን ማለት ነው። ምክንያቱም ቁጠባ በጣም አስፈላጊ የሆነ ነገር በመሆኑ ማለት ነው። እንግዲህ ስለ ቁጠባ ስናወራ ቁጠባ እንግዲህ ለወደፊት ጠቃሚ ለሆኑ ነገሮች ወይም ደግሞ በሚደርሱብን አዳጋዎች ከእነዛ ነገሮች ከሚጠበቁና ከማይጠበቁ ነገሮችን በገንዘባችን ችግሮችን ለመፍታት የምናደርገው የቁጠባ አይነት ነው ማለት ነው። እና ሳንቲም መቆጠብ እችልበታለሁ ሳንቲም እቆጥባለሁ ማለት ነው። እንግዲህ ሳንቲም በመቆጠብ ያው ህይወቴን ማስተካከል ወደፊት ያለውን ራዕይን የማስተካክልበት ጉዳይ ነው ማለት ነው። ምክንያቱም ሳንቲም መቆጠብ ወሳኝ ስለሆነ ማለት ነው። እንግዲህ ቁጠባ ሲባል ይኸው ብዙ አይነት ቁጠባ ማለት ነው። የገንዘብም የጊዜ ቁጠባም የጉልበትም ቁጠባ አለ ማለት ነው። እና እንግዲህ እዚህ ጋር ጥያቄ የቀረበልኝ ከገንዘብ ቁጠባ አይነቶች ሳንቲም ትቆጥባለህ ወይ የሚለው ነው ማለት ነው? እና ይሄ ሳንቲም መቆጠብ በጣም አስፈላጊ ነገር ነው። ወደፊት እንግዲህ ቤት ለመስራት ባስብ ይሄ የሚጠበቅ ነገር ነውና ቤት ለመስራት ባስብ ሳንቲቭ አሁን ላይ መቆጠብ ያስፈልጋል ማለት ነው። እንግዲህ ቁጠባ ስንል ግን ያለንን ነገር ወይም ደግሞ ከምንመገበው ነገር ላይ እየቀነስን ማለት ሳይሆን አላስፈላጊ ወጪዎችን መቆጠብ እነዛን አላስፈላጊ ሆኖ አላስፈላጊ ከሆኑ ወጪዎች መቆጠብ ማለታችን ነው ማለት ነው። እና ቁጠባ መቆጠብ በጣም አስፈላጊ የሆነ ጉዳይ ነው። እንግዲህ ከዚህም በተጨማሪ ደግሞ ወደፊት ትዳር ለመመስረት ልጆች ለማሳደግ ቁጠባ በጣም ያስፈልጋል ማለት ነው። ምክንያቱም አሁን ወጣትነት ሆነን እያለን ገንዘብ እንግዲህ በብዙ መንገድ እናገኛለን ያንን ገንዘብ እንግዲህ መቆጠብ በጣም ያስፈልጋል ማለት ነው። ያንን የማንቆጥብ ከሆነ ኋና ላይ ወደ እርጅና ውስጥ ስንጠጋ ገንዘብ የምናገኝበት ምንጭ እየተጣበበ ሲሄድ ማለት ነው። እንዲሁም የኛ ጉልበትም እየደከመ ሲሄድ ገንዘብ የማግኘት ነገሩ በጣም አስቸጋሪ ስለሚሆን አሁኑኑ የምናገኘትን ሳንቲም መቆጠብ ከሁላችንም ይጠበቃል ማለት ነው። እና ቁጠባን እንደ ባህል ማየት ከሁላችንም የሚጠበቅ ነገር ነው ማለት ነው። በተለይ ደግሞ በታዳጊ ሀገር በደሀ ሀገር ላይ እየኖርን አሁን ላይ የማንቆጥብ ከሆነ ኋላ ላይ አስቸጋሪ ይሆንብናል ማለት ነው። እንግዲህ አብዛኛውን ገንዘብ የምናገኘው እኛ የጉልበት ስራ በመስራት ነው ማለት ነው። እና የጉልበት ስራ ሰርተን የምናገኘውን የምናጠራቅመውን ሳንቲም አሁን ላይ መቆጠብ ካልቻልን ኋላ እያረጀን በምንሄድበት ጊዜ በጉልበታችን ስራ መስራት አንችልም ማለት ነው። ስራ ካልሰራን ደግሞ ሳንቲምን ማግኘት አንችልም። ስለዚህ ከአሁኑኑ ቁጠባን መልመድ ከሁላችንም የሚጠበቅ ተግባር እንደመሆኑ መጠን ሁላችንም ልንቆጥፍ ይፈለጋል ማለት ነው። ሌላው ደግሞ ከማይጠበቅ ነገሮች እንግዲህ የማይጠበቅ ነገሮችን ለመፍታት ገንዘብ ያስፈልጋል ማለት ነው። ለምሳሌ ብንወስድ እንግዲህ ሰው ሊታመም ይችላል አይታወቅም እና ይሄንን ስንታመም እንግዲህ ያንን ሳንቲም በደና ሰዓት የቆጠብነውን በወጣትነት ጊዜያችንን የቆጠብነውን ሳንቲም ተጠቅመን ከበሽታችን መፈወስ እንችላለን ወደ ህክምና በመሄድ ማለት እና ይሄ የማይጠበቅ ነገር ነው ማለት ነው። እንዲሁም ደግሞ ሞት ሊኖር ይችላል እንግዲህ ሞት ሲኖር ሳንቲሙ ያስፈልጋል ማለት ነው። ምክንያቱም ስራተ ቀብርም ሆነ ሁሉንም ነገር ለማካሄድ ያለ ገንዘብ የሚሆን ነገር የለም ማለት ነው። እና ገንዘብ ከእነዚህ ነገሮች ለማድረግ መቆጠብ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ጊዜን መቆጠብ ነው እንግዲህ ጊዜን መቆጠብ ስንል ያለንን ጊዜ በአግባቡ መጠቀም ማለታችን ነው ማለት ነው። እንዲሁ ጊዜን በማይረባ ነገር ማባከን እንደሌለብን የሚያሳየን ነገር ነው ማለት ነው። እና ሳንቲም መቆጠብ በጣም ጥሩ የሆነ ልናዳብረው የሚገባ ባህል መሆን አለበት ማለት ነው። ወጣቢ ካልሆንክ በጣም ከባድ ነው ማለት ነው። እንደውም አንድ ምሳሌ ልንገራችሁ ከአንድ ጓደኛ ነበረኝ ወጣት እያለ ገንዘብ ከኪሱ ፈጽሞ አያጣም ነበረ ነገር ግን ኋላ እርጅት እያለ ሲሄድ ሳንቲም ማግኘት ይቸግረዋል ማለት ይጠፋል ከኪሱና እሪ ብሎ ያለቅሳል ማለት ነው። እንዴት ስንለው ያኔ በወጣትነት ጊዜ ሳንቲም ብቆጥብ ኖሮ ዛሬ ላይ ባልተቸገርኩ ነበር ብሎ ሲል። ከዛ ወዲህ እኔ በጣም በእውነት ከእሱ ትልቅ የሆነ ትምህርት አግኝቼበታለሁ ማለት ነው። እና ምን ለማለት ፈልጌ ነው መቆጠብ ከሁላችንም የሚጠበቅ ነገር

እሺ ሰላም ጤና ይስጥልኝ አመሰግናለሁ ለቀረበልኝ ጥያቄ ምላሽ ለመስጠት ወደዚሁ መጥቻለሁ ማለት ነው። በመጀመሪያ እድሉ ስለተሰጠኝ እጅግ አድርጌ እያመሰገንኩ ጥያቄው እንግዲህ ምን ይላል? የአካባቢዎን አካባቢዎን ይወዱታል ይላል እንግዲህ አካባቢን አዎ እወደዋለሁ ምክንያቱም እኔ ብቻ ሳልሆን ሁሉም ሰው አካባቢውን ይወደዋል ማለት ነው። ምክንያቱም አካባቢ እንግዲህ ተወልደን ያደግንበት ነው ማለት ነው በህፃንነታችን ከጓደኞቻችን ጋር አፈር ተራጭተን ጭቃ አብኩተን ውሃ ተራጭተን ያደገንበት ሀገር እንደመሆኑ አካባቢዬን በጣም የምወደውና የሚናፍቀኝ ማለት ነው። እንግዲህ አሁን ላይ እኔ የምኖረው ከአካባቢዬ እርቄ ነው ማለት ነው። እና ከአካባቢዬ እርቄ የምኖር ቢሆንም ግን ወደ አካባቢ መሄድ ያስደስተኛል። አካባቢዬ ሁሌ ነው ትዝ የሚለኝ የሚናፍቀኝ ማለት ነው እና አካባቢዬን ከልቤ ነው የምወደው ማለት ነው። እንግዲህ አካባቢዬ ደግሞ ደስ የሚል ገጽታ አለበት ማለት ነው ያው በእርግጥ ገጠራማ አካባቢ ነው። እና ይሄ አካባቢ እንግዲህ ከከተማ የተሻለ ነው ብዬ ነው የምወስደው። ምክንያቱም ከተማ አካባቢ ላይ ብዙ ቆሻሻዎች አሉ የህዝቡ መብዛት የአየር ብክለቶች አሉና በሽታዎች ወንበዴዎች እንዲሁም ደግሞ የተለያዩ የትራፊክ አደጋዎች ብቻ ሁሉም የሚያስጨንቅ ነገሮች እዚህ ከተማ አካባቢ ላይ ይገኛሉ ማለት ነው። እና ይህን በመሆኑ እንግዲህ እኔ ከጠራማው አካባቢ ስኖር አካባቢዬን በጣም አድርጌ ነው የምወደው ማለት ነው። እንግዲህ የወደድኩበትም በጣም ብዙ ምክንያቶች አሉ ማለት ከእነዚህ ምክንያቶች መካከልም እንግዲህ ተወልጄ ያደኩበት በመሆኑ የመጀመሪያው ምክንያት ነው። ሌላው ደግሞ የአየር ንብረቱን ብንመለከት ለራሱ በጣም ደስ የሚል ቀዝቀዝ ያለ ሞቃት በጣም የማይባል አሪፍ የሆነ የአየር ንብረት ያለበት አካባቢ ነው ማለት ነው። እና ይህ አካባቢዬን በጣም አድርጌ እወደዋለሁ። እንዲሁም ደግሞ የተለያዩ ወንዞች መነሻ ነው እንግዲህ ወደ ሶስት የሚደርሱ ወንዞች ይገኙበታል ማለት ነው። ለምሳሌ እሷ ምላሴና ሙጋ የሚባሉ ወንዞች አሉ ማለት ነው። እና እነዚህን ወንዞች ስላሉ ውሃ እንኳን ምንም አይቸግርም ማለት ነው እና በዛ በዛ ምክንያት እንግዲህ በጣም እወደዋለሁ ማለት ነው። እና በጣም ደስ የሚል ነው ማለት ነው እና አካባቢዬንም በጣም እወደዋለሁ ማለት ነው እና እንግዲህ አካባቢዬን በዚህ ልክ ነው የምወደው ማለት ነው። ሌላኛው ደግሞ ከተማ አካባቢ ላይ እንግዲህ እንዳልኩት የተለያዩ ጫጫታዎች ምናምን አሉ እኛ አካባቢ ላይ ግን ጸጥ ያለ ነው ማለት ነው ህዝቡም በተራራቀ ተራርቆ ነው ማለት ነው። የሰፈረው እና ይሄ ደግሞ በጣም ለእንትን ለአካባቢ ብክለት እንዳይበከል አካባቢ ምቹ ሁኔታን ይፈጥራል ማለት ነው። እና አካባቢዬን በጣም አድርጌ እወደዋለሁ በጣም ነው የምወደው ማለት ነው። እና ስለምወደውም እንግዲህ አካባቢ ላይ ወደፊት ሳድግና ጥሩ ገቢ ምንጭ ሲኖረኝ አካባቢዬ ላይ ጥሩ የሆነ ነገር ለማድረግ በስሜ የሆነ ነገር ለማድረግ እመኛለሁ ማለት ነው። ፍላጎቴ ነው ማለት ነው። እና ቤተሰብ እንግዲህ ይህንን ሁሉም ሰው አካባቢውን ሊወድ ይገባል ማለት ነው። በርግጥ ያው ደግሞ እንዲወድ የሚያደርጉት ብዙ ነገሮች አሉ ማለት ነው። አንዳንድ ሰዎች አካባቢያቸውን ሲጠሉ እናያለን እንግዲህ የሚጠሉበትም የራሳቸው የሆነ ምክንያት ይኖሯቸዋል ማለት ነው እኔ ግን አካባቢዬን የምጠላበት አንዳችም ምክንያት የለም ማለት ነው። እና ጥሩ አየር አለ ማለት ነው። እኛ አካባቢ ላይ በዚህም ምክንያት ደግሞ የተለያዩ ተላላፊ በሽታዎች በቀላሉ እኛን ሊይዙን አይችሉም ማለት ነው። ይህም በመሆኑ እንግዲህ አካባቢዬን እንደወደው አድርጎኛል ማለት ነው። ግን አሁን ያለውበት አካባቢ ላይ የሆነ በጣም የሚደብር አይነት የአየር ንብረት ነው ያለው በዛ ላይ ቆሻሻዎቹ በጣም የሚሞሉ ናቸው ሌባ ወንበዴዎችም ይገኛሉ ማለት ነው። እና በጣም የሚያስጠላ አካባቢ ነው እኔ አሁን ያለሁበት ግን በፊት ተወልጄ ያደኩበት በጣም የሚያምር ነው። ለምሳሌ ህዝቦቹ ራሱ ተዋደው ተፋቅረው የሚኖሩበት ሀገር ነው። የተለያዩ በበዓላት ጊዜ ራሱ የበዓላት አከባበሩ የሚገርም ነው ማለት ነው። ከአየር ንብረቱ በዘለለ ሰዎቹ እርስ በእርስ የሚያደርጉት መስተጋብር ራሱ በጣም ያስደስተኛል እንግዲህ ሰዎቹ አኗኗራቸው ራቅ ራቅ ያለ ቢሆንም ግን ከጎረቤቶቻቸው ጋር በጣም ተፋቅረው ነው ማለት ነው። የሚኖሩት በጣም ተዋደው በፍቅር በደስታ በአንድነት በሀዘንና በደስታ ጊዜ እየተባበሩ ነገሮችን ማከናወን ይወዳሉ ማለት ነው። እና ይህንንም ደግሞ ሌላው ከምወድባት አካባቢዬን እንደወድ ከሚያደርገኝ ምክንያት የመጀመሪያው ነው ማለት ነው። እና አካባቢዬን እንግዲህ እኔ በጣም ነው የምወደው ማለት ነው። እና እነዚህ ህዝቦች እንግዲህ በደቦ በመሆን አንድ ላይ እየሆኑ ይሰራሉ ማለት ነው። እና እንግዲህ በዚህ ሁኔታ አካባቢዬን እወደዋለሁ

እሺ አመሰግናለሁ እንግዲህ ስልጠና ትወስዳለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ ስልጠና መውሰድ ማለት በጣም ትልቅ ጠቀሜታ አለው ማለት ነው ስልጠና የምንወስደው እንግዲህ በተለያየ ነገር ነው ማለት ነው። ስልጠና የምንወስደው እንግዲህ ብዙ አይነት የተለያዩ ስራዎች የራሳቸው የሆነ የስልጠና ፕሮግራም አላቸው ማለት ነው እና እነዚህ ስራዎች በየተለያየ በተለያየ ሰዓት ስልጠና ይወስዳሉ ማለት ነው። ለምሳሌ ብንወስድ እኔ የእግር ኳስ ተጫዋች ነኝ እና የእግር ኳስ ተጫዋች ነኝ ይህንን ጨዋታ ለመካሄድ የተለያዩ ስልጠናዎችን በተለያየ ጊዜ እናደርጋለን ማለት ነው። ለምሳሌ ጠዋት በጣም ገስግስን ተነስተን ማማሟቂያ ከሰራን በኋላ ኳስ በመድሪፕል የማድረግ እንቅስቃሴ እናደርጋለን። አሰልጣኛችንም እዛው ቆሞ ማለት ነው እንድንሰራ ያደርገናል ይሄ ደግሞ ለዋናው ተግባራችን ኳስ ጨዋታ ለማካሄድ ስልጠና መውሰዱ በጣም ጠቃሚ ነው ማለት ነው። እና የተለያዩ ሌላም ደግሞ የስፖርት አይነትዎች የራሳቸው ስልጠና አላቸው ለምሳሌ እዚህ ግቢ ውስጥ ካምፓስ ላይ ማለት ነው። የቴኳንዶ ስልጠና አለ እና በዚህ ቴኳንዶ ስልጠና ውስጥ ጠዋት ጠዋትና ማታ ነው የሚካሄደው በቀን ሁለቴ ማለት ነው። ጠዋት ከአሥራ ሁለት ሰዓት ጀምሮ እስከ አንድ ሰዓት ተኩል ስልጠናው ይሰጣል እንዲሁም ደግሞ ማታ ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓት ተኩል ስልጠና ይሰጣል ማለት ነው። እንግዲህ ስልጠና ለሁሉም የስራ አይነት የራሱ የሆነ ስልጠና አለው ማለት ነው ስፖርትም እንደዚሁ ሌላው ደግሞ ለምሳሌ አስተማሪነት ስንቀጠር ስልጠና ወስድን ነው ማለት ነው። የምንቀጠረው ማለት ነው እና እኛም አሁን በቀጣይ አመት እንግዲህ አስተማሪ ልሆን ነው ማለት ነው እና ይሄንን አስተማሪ ለመሆን በክረምቱ እንግዲህ ስልጠና እንደምንወስድ ተነግሮናል ማለት ነው። ለሁለት ወር ምናምን የሚሆን ስለ መምህርነት የሚጋብዝ ስልጠና እንወስዳለን ማለት ነው። እና ስልጠና ስራ ለመስራት በጥሩ ሁኔታ ቀልጣፋ አድርገን ለመስራት ስልጠና በጣም አስፈላጊ የሆነ ነገር ስለሆነ ስልጠና ከሁላችንም የሚጠበቅ ነገር ነው ማለት ነው። እና ስልጠና በጣም አሪፍ ነገር ነው። እንዲሁም ደግሞ ሌላም ለምሳሌ የምግብ ስልጠናም አለ አሁን አንዳንዶች ምግብ ቤት ሲገቡ ትላልቅ ሆቴሎች ላይ ስልጠና ለመቀጠር የምግብ ስልጠና ቅድሚያ ማድረግ አለባቸው ማለት ነው። ይሄ የምግብ ስልጠና እንግዲህ የተለያዩ ምግቦችን ጥሩና በአሪፍ ሁኔታ ለመስራት የምግብ ስልጠና መካሄድ አለባቸው ማለት ነው። እና ስልጠና ማድረግ ከሁላችንም የሚጠበቅ ነገር ነው ስልጠና እንድታደርጉ ሁላችሁንም እጋብዛለሁ ማለት ነው። እና የተለያየ ስራ ስንሰራ ስልጠና ማድረግ ከሁላችንም የሚደረግ ስለሆነ ስልጠና እንድታደርጉህላችሁንም እጋብዛችኋለሁ ማለት ነው። ስልጠና ማድረግ እንግዲህ የተለያየ ተግባራት አሉት ማለት ነው ስልጠና ማድረግ በጣም ብዙ ጥቅሞች አሉት። እንግዲህ ስለ ስራው የተለያየ ባህሪ እኛም የማናውቀው ከዚህ በላይ የማናውቀው ከሆነ ይህንን ስራ ለመሰልጠን በጣም አስፈላጊ የሆነ ጉዳይ ስለሆነ ይሄን ስልጠና ልናደርግ ይገባል ማለት ነው። እንግዲህ ስልጠና ለምሳሌ የመረብ ኳስም ስልጠና በቀደም ላይ ውድድር ለመሄድ ከመሄዳችን በፊት የተለያዩ ስልጠናዎችን አድርገናል ማለት ነው። በመጀመሪያ ጠዋት እንነሳና የሰውነት ማማሟቂያ ካደረግን በኋላ የሰውነት ማስተሳቢያ ከሰራን በኋላ ቀጥታ ወደ ዋናው ተግባር ማለትም ወደ መረብ ኳስ ጨዋታ ስልጠናችን እንገባለን ማለት ነው። እንግዲህ ይሄ ስልጠና ብዙ የሆነ ጥቅሞች አሉት ማለት ነው። በመጀመሪያ ደረጃ ስለ ጨዋታው በደንብ የተለያዩ ህጎችን የማናውቃቸው ካሉ እነዛን ህጎችን ለማወቅ ያግዘናል ማለት ነው። ከዛም በተጨማሪ ከበፊት የነበረንን ችሎታ ለማዳበርም እንደዚሁ ያስችለናል ማለት ነው። እንዲሁም ደግሞ በተጨማሪ ከጓደኞቻችን ጋር እንዴት አድርገን መጫወት እንዳለብን የጓደኞቻችን ባህሪ በደንብ ለማጥናት ለምሳሌ ምን አይነት ኳስ እንደሚመቸው ቲማችን የሚመታው ቦታ ላይ ያለው ሰውዬ ምን አይነት ኳስ እንደሚመቸው ስለእሱ በደንብ ማጥናት ይኖርብናል ማለት ነው። እናም ይሄም አንደኛው ጠቀሜታ ነው። ሌላው ደግሞ የተቃራኒ ስለ ተቃራኒዎቹ የሚያውቅ ሰው ካለ ከጓደኞቻችን ስለነዛ በደንብ መወያየት አለብን በደንብ መወያየት አለብን ማለት ነው። እና በብቃትም ብቻ ሳይሆን በመንፈስ አንድ ሆነት ጥሩ ውጤትን ለማስመስገብ የግድ ስልጠና ማድረግ በጣም አስፈላጊ ነው ማለት ነው። እና ስልጠና ማድረግ ከሁሉም የሚጠበቅ ነገር ነው። ስልጠና እንድታደርጉ ሁላችሁንም እጋብዛችኋለሁ አንድ ስራ ከመስራታችሁ በፊት በመጀመሪያ ስልጠና ማድረግ እንዳለባችሁ እጋብዛችኋለሁ ማለት ነው። እና ስልጠና ማድረግ ከሁላችንም የሚጠበቅ ጉዳይ ስለሆነ ሁላችንም ስልጠናውን ልናደርግ ግድ ይለናል ማለት ነው። እና እኔ እንግዲህ ስልጠና እወስዳለሁ ማለት ነው። ይኸው እንዳልኳችሁ ከዚህ በፊት የእግር ኳስ እና የምዕራብ ኳስ ስልጠናዎችን በተለያየ ጊዜ ወስጃለሁ ማለት ነው። እና በስልጠናውም ደግሞ እንደተጠቀምኩበት ነው ማለት ነው። በፊትም ምንም እንኳን ችሎታ ያለኝ ቢሆንም ግን ደግሞ ከስልጠናው ትልቅ ነገር እንዳገኘሁበት ነው የተሰማኝ። አመሰግናለሁ

እሺ አመሰግናለሁ የትኛውን ባህላዊ ምግብ ትወዳለህ? ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ እኔ የምወደው ባህላዊ ምግብ በአንድ ላይ ሰብሰብ ብሎ የምንመገበው ምግብ አለ ማለት ነው። ምክንያቱም እኔ ያደኩበት አካባቢ ላይ የብቻን መብላት እንደነውር ነው ማለት ነው። እና የብቻችንን ስንበላ እንደተጣላ እንደ እና እንደተረራቅን አይነት ነው የሚሰማቸው ማለት ነው። እና እኛ አካባቢ ላይ በጋራ መብላት በአንድ ሞሶ መብላት በጣም የተፈለገ የሚፈለግ ምግብ ነው ማለት ነው እና የኔ የምወደው የባህላዊ ምግብ በጋራ መብላት ነው ማለት ነው ማህበራዊ የሚባል ምግብ አለ እሱን መብላት በጣም ያስደስተኛል ማለት ነው። እንዲሁም ደግሞ ከዚሁ በተዘለለ የምወደው የባህላዊ ምግብ እንግዲህ ገንፎ የሚባል ባህላዊ ምግብ አለ ማለት ነው። እንግዲህ ይሄ ግንፎ የሚባል ባለው ምግብ በጣም ትልቅ የሆነ ተጠቀሜታ አለው ማለት ነው ምክንያቱም ይሄ ገንፎ እየተባለ የሚጠራው ምግብ ለሰውነት ውፍረት የሚሰጥ እንዲሁም ደግሞ በተለይ ጠዋትና ከረምት ወይም ደግሞ ቀዝቃዛ የአየር ንብረት በሚኖርበት አካባቢ ይህንን ምግብ ከተመገብን ምንም አይነት ብርድ ፈጽሞ አይሰማንም ማለት ነው። ይሄ የሆነበት ምክንያት ደግሞ ገንፎ የሚባለው ምግብ የምንመገበው በጣም ትኩስ እያለ ስለሆነ ነው ማለት ነው እና ትኩስ የሆነውን ምግብ በልተን ወደ ስራ ስንሰማራ ምንም አይነት የብርድ ስሜት ፈጽሞ አይሰማንም ማለት ነው። ሌላኛው ደግሞ እንግዲህ ይሄ ምግብ ብዙ ጊዜ የሚበላው በቅቤና በድቁስ ተለውሶ ስለሆነ ይሄ ቅቤ ደግሞ በጣም ለሰውነት በጣም ሀይልና ሙቀት ሰጪ እንዲሁም በሽታ ተከላካይ እንዲሁም ደግሞ ገንቢ ስለሆነ ማለት ነው። የእንሣ ተዋጽኦ ነው እና ይሄ ምግብ በጣም አስፈላጊ እና ጥሩ እንዲሆን አድርጎታል ማለት ነው እንግዲህ ይሄንን አብዛኛውን ጊዜ የሚበላው ሙሽራ በሚሆንበት በሚሆንበት ጊዜ ነው ማለት ነው እንግዲህ ሙሽራ ስንሆን ወደ እኛ አካባቢ ወር ምናምን የሚሆን ጫጉላ የሚባል ስም አለ እና ጫጉላ የሚባል በጫጉላ ቤት ላይ ለአንድ ወር ያክል ማለት ነው። ያለ ሰው ብቻንም አይቀመጡም። እንዲሁም ደግሞ ፀሀይ እያለም ወደ ወጪ መውጣት አይቻልም። የብቻንም አይወጣም ማለት ነው። እና በዚህ ጊዜ እንግዲህ ይሄ ጠዋት ጠዋት ገንፎ እየተገነፋ በቅቤ እና ወይም ደግሞ በሌላ በጥናቡ ነገር ተለውሶ እንበላለን ማለት ነው። ይሄን ስንበላ እንግዲህ ሰውነታችን ያጠራል ያወፈረናል ማለት ነው። እንዲሁም ከበሽታም ይከለክላል እንዲሁም ደግሞ ወገባችን አካባቢ ላይ የሆነ የህመም ስሜት የሚኖርብን ከሆነ ይሄን አይነት ምግብ እንመገብ በጣም ጥሩ ነው ማለት ነው በተለይ ደግሞ ለወላዶች የአይነት ምግብ ይመከራል ማለት ነው። ምክንያቱም ወላጆች በሚወልዱበት ጊዜ ወገባቸው አካባቢ ክፍት ይሆናል ይባላል እና በዚህን ጊዜም ከባድ ሽክም እንኳን እንዲሸከሙ አይፈቀድም ማለት ነው። እና ይህንን ነገር ለማስተካከል እንግዲህ የተባለውን ምግብ ብንመገብ ውገባቸውን እና ውገባችንን ስለሚደፍንልን ከበሽታ አገገምን ወይም ደግሞ አሪፍ የሆነ አቋም እንዲሁም ውፍረትና ውበት እንዲኖረን ያደርገናል ማለት ነው። ሌላውና ሁለተኛው ደግሞ በወላዶች ማለት ነው ወላድ አራስ በሚሆኑበት ጊዜ ይህንን ምግብ ይመገቡታል ማለት ነው። እንግዲህ ወላዶች ያው እናቶች ይህን ገቡ መመገብ በጣም አስፈላጊ ነገር ነው ብዬ ነው የምወስደው ማለት ነው ምክንያቱም ለሰውነታቸው ጥሩ ነው ማለት ነው። ብዙ ደም ስለሚፈሳቸው እንዲሁም ደግሞ ወደፊትም እንግዲህ ህፃናቱን ለማጥባት ጡት እያጠቡ ስለሚያሳድጉት ማለት ነው እንግዲህ አንዳንድ ሰዎች ግን ጡቶ ለልጃቸው እያጠቡ ያሳድጋሉ ላለመቅሳት ማለት ነው እኛ አካባቢ ላይ ያሉ እናት ሆይ ግን ያው የእናቱን በማጥባት ነው ማለት ነው። የሚያሳድጉና ይህንን እንግዲህ ምግብ በከፍተኛ ሁኔታ መመገብ ስለሚያስፈልግ ይህንን ምግብ ጠዋት ገስገስ ብሎ ይሰጣሉ ማለት ነው። እና እኔም ይህንኑ ምግብ በጣም እወደዋለሁ። ብዙ እህቶችም ስለነበሩኝ የሚወልዱት እኛ ጋር ቤተሰብ ጋር መጥተው ስለነበረ እናቴ የጧት ላይ ታገነፋና ለነሱ በምትሰጥበት ጊዜ ለኔም ደግሞ ለብቻዬ በሳህን ይሰጠኝ ስለነበረ ይህንን ምግብ በደንብ አድርጌ እመገባለሁ ማለት ነው። እና ይሄንን ምግብ እየተመገብኩ እንግዲህ ሰውነቴ እስካሁን ድረስ ድፍን ነው ማለት ነው። እና እንደውም ጓደኞቼ ይፎክሩኛል እንደዚህ ዱባው እያሉ ይጠሩኛል ማለት ነው። እንደዚህ የሚሉበት ምክንያትም ሰውነቴ በጣም ወፍራም ስለሆነ ነው ማለት ነው። እና ለዚህ ሰውነቴ ለመወፈሩም ምክንያት የሆነ አልፍያ የማስበው ይሄንን ያኔ ገብቶ መብላቴ ነው ብዬ አስባለሁ ማለት ነው። እና እንግዲህ ሁላችሁም ይሄንን እንድትበሉ እጋብዛችኋለሁ ማለት ነው። ለሰውነታችሁ ውፍረት እንዲሁም ደግሞ በሽታ ለመከላከል ተፈለጋችሁ ይህንን ባህላዊ ምግብ ብትመገቡ አሪፍ ነው። ብዬ

እሺ ሰላም ሰላም ጤና ይስጥልን እንዴት ናችሁ እኔ በጣም ደህና ነኝ ሰላማችሁ ይብዛ እያልኩ እንግዲህ የተጠየኩትን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ጥያቄው ምንድነው? ይላል ጊዜህን በደንብ ታስተዳድራለህ ይላል? አዎ ጊዜን በደንብ አስተዳድራለሁ ማለት ነው። እንግዲህ ጊዜን ማስተዳደር ማለት ጊዜያችንን በሰአት በደቂቃ እንዲሁም ደግሞ በሰከንዶች በመከፋፈል ከዛም በተጨማሪ በወር በአመት እያልን እቅድ እያወጣን ማለት ነው። ስራዎችን የምንሰራበት ሁኔታ ነው ማለት ነው። እና ጊዜን በደንብ ማስተዳደር በጣም ወሳኝ የሆነ ነገር ነው ማለት ነው። ጊዜን በደንብ ማስተዳደር ገንዘብን እንደማስተዳደር ነው ምክንያቱም ጊዜ ማለት ገንዘብ ነው። የተፈጥሮ ምንጭ ገንዘብ ስለሆነ ማለት ነው። እና ጊዜን ማስተዳደር በጣም ወሳኝ የሆነ ነገር ነው። እኔ ጊዜን በደንብ ነው የማስተዳድር ማለት ነው። በርግጥ በፊት ላይ ጊዜን አላስተዳድርም እንዲሁ በዘፈቀደህ ነበር የማከናውን ማለት ነው። ነገር ግን አሁን ጊዜህን በደንብ አስተዳድራለሁ ጊዜህን ማስተዳደር ከጀመርኩ ጀምሮ ግን የስራ ውጤታማነቴ ከመጀመሪያው ጋር ሲነጻጸር ከእጥፍ በላይ በሚሆን ደረጃ ስራዬን ውጤታማ አድርጎልኛል ማለት ነው። እና ሁላችሁም ጊዜያችሁን በደንብ እንድታስተዳድሩ እመክራችኋለሁ ማለት ነው። ጊዜን ማስተዳደር ማለት ሀብትን ማስተዳደር ማለት ነው። እንግዲህ ጊዜ ማለት ቆሞ የማይጠብቅ ወይም ደግሞ አንድ አባባል አለ ጊዜ ታክሲ አይደለም አይጠብቅም ቁሞ ይባላል። ይሄ ማለት ጊዜን በደንብ የማናስተዳድረው ከሆነ ሰዓት እየሮጠ ስለሚሄድ በደንብ ካላስተዳደርነው ችግር ነው ማለት ነው። የዛሬዋን ሰዓት እና ጊዜ ነገ ላይ ስለማናገኛት በደንብ በማስተዳደር እንግዲህ ጊዜያችንን በአግባቡ ልንጠቀምበት ይገባል ማለት ነው። እና ጊዜን ማስተዳደር በጣም አስፈላጊ የሆነ ነገር ስለሆነ ሁላችሁም ትጠቀሙበት ዘንድ እጋብዛችኋለሁ። ጊዜን ማስተዳደር ከሁላችንም የሚጠበቅ ነገር ነው ማለት ነው። በተለይ ደግሞ ስራ በሚኖርብን ጊዜ ማለትም ትልቅ ሰዎች ስንሆን የስራ ሀላፊነት ቤተሰብ ሀላፊነት በሚኖርበት ጊዜ ጊዜያችንን በደንብ ማስተዳደር ካልቻልን በጣም ኪሳራ ውስጥ ነው የምንገባው ማለት ነው። እኔ አሁን ተማሪ ነኝ እና በተማሪነቴ እንግዲህ ጊዜዬን በአግባቡ ካልተጠቀምኩ በጣም አደጋ ውስጥ ነኝ የምወድቀው። እና ጊዜዬን በአግባቡ ነው ከፋፍዬ የምጠቀም ማለት ነው። እንግዲህ ጊዜዬን በብዙ መንገድ እከፋፍላለሁ አንደኛ ጠዋት አካባቢ ላይ የቁርስ ሰዓት ብዬ ስፖርት የምሰራበት ሰዓት የማነብበት ሰዓት የምዝናናበት ሰዓት ብዬ ጊዜዬን በእያንዳንዱ ከፋፍዬ ነው ማለት ነው የማስተዳደረው እና ጊዜዬን ማስተዳደር ከሁላችንም ይጠበቃል ማለት ነው። ጊዜያችሁን እንድታስተዳድሩ እመክራለሁ ማለት ነው። አንድ ጓደኛ አለኝ እና ጊዜውን በአግባቡ አይጠቀምም ነበረ። ጊዜውን በአግባቡ አይጠቀምም። ነገር ግን በትምህርቱ በጣም ጎበዝ ነበር በመጀመሪያ ላይ እና ጊዜውን ከፋፍሎ መጠቀም ግን አይመቸውም ነበረ። በኋላ እኔ እንግዲህ ያው ተመክሬ ጊዜዬን በአግባቡ እንድጠቀም ከተነገርኩ በኋላ እኔ ደካማ ነበርኩኝ በትምህርቴ ከዛም ጊዜዬን በአግባቡ ከፋፍዬ ከተጠቀምኩ በኋላ ያንን ጎበዙን ተማሪ ልበልጠው ችያለሁ ማለት ነው። ያ የሆነበት ምክንያት እንግዲህ ጊዜን በአግባቡ መጠቀም በመቻሌ ነው እና እሱ ደግሞ ውጤቱ እያሽቆለቆለ መጣበት ማለት ነው። ያ የሆነ ምክንያት ደግሞ ጊዜውን በአግባቡ አይጠቀምም አብዛኛውን ሰዓት የሚያሳልፈው በቀልድና በዋዛ ፈዛዛ ነገሮች ነው። ኳስ በመራገጥ እንዲሁም ደግሞ መዝናኛ በመሄድ እያለ ጊዜውን ያባክናል ማለት ነው። እንዲሁም ደግሞ ታንዳንድ ቀን ሙሉውን ያለምንም እረፍት ሲያነብ ይውላል ማለት ነው። እንግዲህ ሲያነብ ቢውልም ግን ውጤታማ ሊያደርገው አልቻለም። ያ የሆነበት ምክንያት ደግሞ ጊዜ ሆኖ ያላገባበቡ በመጠቀሙ ነው ብዬ አስባለሁ ማለት ነው። እና ይሄ የሆነበት እንግዲህ ጊዜን ያላግባብ በመጠቀሙ ነው ማለት ነው። እና ሁላችሁም ትጠቀሙ ዘንድ በጣም እጋብዛችኋለሁ። እና ሁላችሁም እንደዚህ አድርጉ ብዬ እመክራችኋለሁ ማለት ነው። እንግዲህ እኔ ጊዜዬን በደንብ ማስተዳደር ደስ ይለኛል ማለት ነው። ያ የሆነበት ምክንያትም እንግዲህ ጊዜን በደንብ ማስተዳደር እንዳደረግ ያደረኩበት ምክንያትም እንግዲህ ውጤት ካየው በኋላ ነው ማለት ነው። በፊት የነበረውን እና አሁን ላይ ያለውን ነገር ሳነጻጽረው እያሁኑ በከፍተኛ ሁኔታ ያደገ በመሆኑ ጊዜዬን በደንብ ማስተዳደር ከምንም በላይ የሆነ ነገር ስለሆነ ጊዜን በደንብ እንዳስተዳደር ረድቶኛል ማለት ነው። እና ሁላችሁም በጊዜ ጊዜያችሁን በደንብ እንድታስተዳድሩ እመክራችኋለሁ ከሁላችሁም ይጠበቃል ማለት ነው። እና ጊዜን ማስተዳደር በጣም ወሳኝ የሆነ ጊዜ ነው። ሁላችሁም ጊዜያችሁን አስተዳደሩ ዘንድ እጋብዛችኋለሁ። እና ወዳጆቼ እንግዲህ ጊዜን ማስተዳደር ይሄን ይመስላል ማለት ነው። ከሁላችንም የሚጠበቅ በመሆኑ ሁላችንም ልናደርገው የሚገባ ጉዳይ ስለሆነ ሁላችንም ጊዜያችንን በደንብ ልናስተዳድር ይገባል ማለት ነው። እንግዲህ ጊዜን በደንብ ማስተዳደር ገንዘብ እንደማስተዳደር

ሰላም ሰላም ጤና ይስጥልኝ እንደምንሰበታችሁ እኔ እጅግ በጣም ደህና ነኝ ሰላማችሁ ይብዛ እያልኩ እንግዲህ የተጠየቁትን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ጥያቄያችሁ ጠዋት ምን ትበላለህ ለሚለው ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። ጧት ምን ትበላለህ ለሚለው ጥያቄ እንግዲህ ጧት እኔ የምበላው ሻይ በዳቦ ነው ማለት ነው። ዩኒቨርሲቲ ላይ ስለምገኝ በዘጠትር። የምበላው ብዙ ጊዜ ጠዋት ጠዋት ሻይ በዳቦ ነው ማለት ነው። እና ይህሻይ በዳቦ ደግሞ በጣም ጥሩ ነው ማለት ነው። ምክንያቱም ቀለል ያለ ምግብ ጠዋት ላይ መብላት የተለያዩ እንቅስቃሴዎችን ለማድረግ ስለሚያስችል ማለት ነው። ከበድ ያለ ምግቦችን ከበላን ግን ስፖርት ምናምን ነገር ለመስራት አይመችም ማለት ነው። እና እኔ ደግሞ ጧት ጧት በባህሪየ ስፖርት መስራት በጣም ያስደስተኛል ማለት ነው። እናም እነዚህን ምግብ ከበላሁ በኋላ ስፖርት እሰራለሁኝ ማለት ነው። እና ስፖርት ስሰራ ይሄ ምግብ ቀለል ያለ በመሆኑ እኔን ስፖርት በቀላሉ እንድሰራ አግዞኛል ማለት ነው። እና ሁላችሁም ስፖርት ለመስራት ከፈለጋችሁ እንዲህ አይነት ምግብ ቀለል ያለ ምግብ እንድትመገቡ እገብዛችኋለሁ ማለት ነው። ነገር ግን በዓል በሚሆንበት ጊዜ ደግሞ የምመገበው ምግብ ፓስታ ባትክልት የሚባለው ምግብ በጣም የሚመቸኝ ምግብ ነው ማለት ነው። እና ጠዋት ይህንን ምግብ መብላት ያስደስተኛል። የእናንተ እንግዲህ እንደ ባህሪያችሁ የተለያየ ቢሆንም የኔ ግን መብላት የሚያስደስተኝ ምግብ ይሄ ነው ማለት ነው። እና ጧት ጧት ብዙን ጊዜ ይሄን እበላለሁ ከዚህም በተጨማሪ ደግሞ ፍርፍር የተባለውን ምግብም እንደዚሁ መብላት በጣም ያስደስተኛል ማለት ነው። ፍርፍር ስበላ በጣም ይጥመኛል። ፍርፍር በዳቦ ነው ብዙ ጊዜ የምጠቀመው እና እንግዲህ ፍርፍርም የሚዘጋጅበት ከብዙ ነገር ሊሆን ይችላል። ይህ ማለት ከእንጀራም ፍርፍር ማዘጋጀት ይቻላል ማለት ነው። እንዴት ይዘጋጃል? ካላችሁኝ እንግዲህ ፍርፍሩ በመጀመሪያ ደረጃ አሪፍ የሆነ ወጥ እንጠብሳለን ማለት ነው። ይህንን ወጥ ከሰራን በኋላ እንጀራውን በስለት ነገር በመቆራረጥ ወይም ደግሞ በእጃችን ፈትፈት በማድረግ እወጡ ጋር እንጨምረዋለን ማለት ነው። እወጡ ጋር ከጨመርን በኋላ በደንብ አድርገን እንዲበስል ካደረግን በኋላ አውጠተን ያንን በዳቦ ወይም ደግሞ በእንጀራ መጠቀም ማለት ነው። እና እኔ ግን የምጠቀመው ብዙ ጊዜ በእንጀራ ነው። እናንተ በ በዳቦ ልትበሉ ትችላላችሁ ማለት ነው። እናም ይሄንን ምግብ ብትመገቡ በጣም ለሰውነታችሁ አሪፍ ነው ማለት ነው። እንግዲህ ፍርፍሩን በጧት ስትበሉ ያለ ሳይበርድ ቢሆን በጣም ይመረጣል ማለት ነው። ምክንያቱም ፍሬሽ እንደሆነ ወዳው በትኩሱ ብትበሉት ለሰውነታችሁ በጣም አሪፍ ነው ማለት ነው። ትኩስ ምግብን መጠቀም ለሰውነታችን ሙቀት በደንብ አሪፍ ስለሆነ ይሄንን እንድትመገቡ እጋብዛችኋለሁ። እና እኔ ጠዋት የምመገበው እንግዲህ ቀለል ያሉ ምግቦችን ነው ማለት ነው። ይሄ የሆነበት ምክንያትም እንግዲህ ስፖርት ስለምሰራ ነው። ስፖርት የማይሰራ ሰው ግን ከበድ ያሉ ምግቦችን ሊበላ ይችላል እሱ አይታወቅም። ግን ደግሞ የሚመከረው ጧት ጧት ላይ ቀለል ያሉ ምግቦችን ብትበሉ በጣም አሪፍ ነው ብዬ ነው። እኔ እንደዛ የምነግራችሁ እና ምግብ እንደዚህ ጧት ላይ እንደዚህ አይነት ምግቦችን እንድትመገቡ እጋብዛችኋለሁ። ግን አንድ ጓደኛዬ አለኝ። እና እሱ ደግሞ ጧት ጧት ላይ ብዙ ምግብ መብላት ይመቸዋል። ብዙ ምግብ ካልበላ ደስ አይለውም ማለት ነው። የሆነበት ምክንያት ደግሞ ስፖርት አይሰራም ተኝቶ ነው የሚያረፍደው ማለት ነው። እና ተኝቶ ከመኝታው ላይ ጧት አራት ሰዓት አካባቢ ላይ ይነቃል ማለት ነው። አራት ሰዓት በኋላ ከተነሳ በኋላ እንግዲህ ይሄ ልጅ አራት ሰዓት ላይ ተነስቶ በከባዱ ምግብ መብላት ይመቸዋል ማለት ነው። እንጂ እንደውም ጠዋት ካልጠገበ በጣም ነው የሚደብረው ስራ መስራትም እንኳን አይችልም። እኔ አልጠገብኩም ይላል ማለት ነው። እኔ ደግሞ ጠዋት ላይ እስከምጠግብ ድረስ መብላት በጣም ያስጠላኛል። ምክንያቱም እንዳልኳችሁ ስፖርተኛ ስለሆንኩ ስፖርት ስለምሰራ ነው ማለት ነው። እና እንግዲህ እናንተ እንደራሳችሁ ባህሪ አመጋገባችሁን ልታስተካክሉ ትችላላችሁ ማለት ነው። እና ጠዋት እንግዲህ እንደዚህ አይነት መብላት ይመቸኛል። ከዚህም በተጨማሪ ደግሞ ፍራፍሬ መብላትም በጣም ደስ ይለኛል ማለት ነው። ጠዋት ላይ እንግዲህ ፍራፍሬ እንግዲህ ብዙ አይነት ፍራፍሬዎች አሉ ማለት ነው። እኔ ግን የምመገባቸው ፍራፍሬዎች ጧት ላይ ሙዝ ወይም ደግሞ ብርቱካን ነው ማለት ነው። እንግዲህ ሙዝ እና ብርቱካን ከፍራፍሬዎች የሚመደቡ ናቸው። እነዚህ ፍራፍሬዎች እንግዲህ ከፍተኛ የሆነ ጥቅም አላቸው ማለት ነው። ምክንያቱም እነዚህ ፍራፍሬዎች በሽታን የመከላከል አቅም አላቸው ማለት ነው። እንዲሁም ደግሞ አንዳንድ ፍራፍሬዎች ግን ብዙ አይነት ጠቀሜታዎች አላቸው ማለት ነው። በሽታን የመከላከል እና ሀይልና ሙቀት የመስጠት ልማድ ያላቸው ምግቦች አሉ ማለት ነው። ለምሳሌ ሙዝን ብንወስድ ይሄ ፍራፍሬ እንግዲህ ሁለቱን የምግብ ንጥረ ምግብ የያዘ ነው ማለት ነው። አንደኛውም እንግዲህ ሀይልና ሙቀስ ሰጭ ነው። ሁለተኛውን በሽታን የመከላከል ነው ማለት ነው። እና ምግብ እንግዲህ መመገብ ከሁላችንም ይጠበቃል ማለት ነው። ምግብ ሳትሰሩ ስፖርት የምትሰሩ ከሆነ ሰውነታችሁ ስለሚቀጥን ምግብ ሳታበዙ ቀለል ያለ ምግብ ብትበሉ ግን እና ስፖርት ብትሰሩ በጣም አሪፍ ነው ማለት ነው። ከስፖርት በኋላ ደግሞ ጠገን ያለ ምግብ ለምሳሌ ስጋ ባቄላና የመሳሰሉትን ከባድ ምግቦች ሰውነት ሊጠግኑ የሚችሉትን ብትመገቡ ጥሩ ነው ማለት ነው

ሰላም ጤና ይስጥልኝ! አመሰግናለሁ። እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። ከጥያቄዎቹም እንግዲህ ጎረቤቶቼን ድምጽ ትሰማለህ ወይ? ይላል አዎ የጎረቤቶቼን ድምጽ እሰማለሁ። ቀደም ላይ እያለሁ ግን ከጎረቤቶቻችን ቤቱ ራቅ ያለ በመሆኑ አልሰማም ነበር። አሁን ላይ ግን የጎረቤት ድምጽ እሰማለሁ ማለት ነው። እንግዲህ የምኖረው በተማሪ ዶርም ላይ ነው ማለት ነው። ፎቅ ነው። እና ጥግ ለጥግ ነው ዶርማችን እንግዲህ የተማሪዎችን ድምጽ በተለያየ ነገር እሰማለሁ ማለት ነው። ጎረቤቶቼ ተማሪዎች ስለሆኑ እና ድምፃቸው እንግዲህ ብዙ ነገር ሊሆን ይችላል። ለምሳሌ ዘፈን እየዘፈኑም እሰማለሁኝ። እንዲሁም ደግሞ ስፖርት ሲሰሩ የተለያየ እምቦይ የሚል ድምጽም እሰማለሁ። እና የጎረቤቶቼን ድምጽ በተለያየ ሁኔታ እሰማለሁ ማለት ነው። እንዲሁም የጎረቤቶቼን ድምጽ እንኩርፍ ራሱ ሲያንኳረፉ ማታ ማታ ላይ እሰማለሁ። ጎረቤቴ ድምጽ ብዙ ጊዜ የምሰማው ግን ከማታው ይልቅ ቀን ቀን ነው። ምክንያቱም ማታ ማታ ስለሚተኙ እኔም ስለምተኛ የጎረቤቶቼን ድምጽ ለመስማት ምቹ አይደለም። እኔም አልሰማሁም ማለት ነው። ነገር ግን ቀን ላይ ከሆነ የተለያዩ ነገሮችን ሲያደርጉ የጎረቤቶቼን ድምጽ እሰማለሁ ማለት ነው። እና የጎረቤቶቼ ድምጽ እንግዲህ እንደዚህ ነው ማለት ነው። የድምፃቸውን ሁሌ ነው የምሰማው ማለት ነው። እንግዲህ እናንተም የጎበረቤቶቻችሁን ድምጽ ልትሰሙ ትችላላችሁ። አንድ ቀን ግን ከዚህ በተለየ ነበር የጎረቤቶቼን ድምጽ የሰማው። ይሄ ድምጽም የጩኸት ድምጽ ነበረ። እሱም እንግዲህ ሰውየው ከባለቤቱ ጋር ተጣልቶ በዱላ እየደበደባት ነበር ማለት ነው። ከዛም ድምፁን ሰምቼ ስትጮህ እየሮጥኩ ሄድኩኝና ክፈቱልኝ ስል በውስጥ ሽንጉሮት ስለነበረ አልከፍትም ብሎ እምቢ አለ ማለት ነው። እናም እንግዲህ ሲትዮዋ እጮኸች እየሰማሁኝ ነበር ማለት ነው። ከዛም መዝጊያውን ገንጥዬ ወደ ውስጥ ስገባ ሰውየው ሚስቱን እየደበደባት ነበር ማለት ነው። ከዛም ለምንድነው ብዬ እሱን ይዤው ወደ ሌላ ቦታ ልሄድ ስል ፖሊሶቹ ጎረቤታችን አካባቢ ስለነበሩ እነሱም ተመልሰው ወደ ጎረቤት መጥተው እንግዲህ ተው ለምንድነው ብለው እሱን ወደ እስር ቤት ወሰዱት ማለት ነው። እንግዲህ የጎረቤቶቻችንን ድምጽ ያን ጊዜ ባንሰመው ኖሮ እሱ እየደበደበ ሊገላት ይችል ነበር ማለት ነው። እና ሁላችንም የጎሬበቶቻችንን ድምጽ እንግዲህ በተለያየ ሁኔታ ልንሰማ እንችላለን ማለት ነው። ሁላችሁም ከጎረቤቶቻችሁ ጋር እንግዲህ ልትሰሙ የተለያየ ድምጽ ልትሰሙ ትችላላችሁ ማለት ነው። እና ድምፁ በተለያየ ሁኔታ ሊሆን ይችላል ማለት ነው። እና እንግዲህ የእናንተን ደግሞ አንድ ቀን እንደምትነግሩኝ ተስፋ አደርጋለሁ ማለት ነው። ከዚህ በተጨማሪ ደግሞ በሰርግ ጊዜም የጎረቤቶችን ድምጽ እሰማለሁ ማለት ነው። በተለይ ሰርግ በሚሆንበት ጊዜ ብዙ አይነት ድምጾች ይሰሙኛል። ግማሹ እምቡ የሚል ግማሹ ደግሞ የሚጮህ ግማሹ ደግሞ በሙዚቃ እየጨፈረ የሚሆን እሰማለሁ ማለት ነው። እና እንግዲህ ድምጽ ብዙ አይነት ድምጾች አሉ ማለት ነው። ከእነዚህ ድምጾች መካከል የተለያየ ድምጽ ነው። እኔ ከጎረቤቶቼ የምሰማው ማለት ነው። ሲዘፍኑ እሰማለሁኝ። ሲዘፍኑ የምሰማው እንግዲህ በደስታ ጊዜ ነው። ሌላ ጊዜ ደግሞ በሀዘን ጊዜ ሲጮህ እሰማለሁኝ። ለምሳሌ ጎረቤቶቻችን ላይ የሆነው የቤተሰቡ ሞቶበት ነበር። እና በዛን ጊዜ የጩኸት ድምጽ እሰማ ነበር ማለት ነው። ሁሌ ጠዋት ጠዋት ተነስተው ሲጮሁ እሰማለሁ። እናም እኔ በዚህ ድምጽ እማረር ነበር። ከዛም ሄጄ ዝም በሉ ስላቸው ያው ልቅሶም ሰለመሆኑ አንፃር እምቢኝ ይሉኝ ነበር ማለት ነው። እና እናንተም ደግሞ እንደዚህ አይነት ድምጽ ሰምታችሁ እየሰለቻችሁ ሊኖር ይችላል። እሱን አላውቅም። ካለ ደግሞ ልትነግሩኝ ትችላላችሁ ማለት ነው። እና የድምጽ ነገር እንግዲህ በጣም አስቸጋሪ ነው ማለት ነው። ድምጽ ማለት በእርግጥ የሆነ ስራ እየሰራ እያለን ድምጽ በማይፈለግበት ጊዜ ሲመጣ በጣም ያናድዳል ማለት ነው። እና የጎረቤቶቻችንን ድምጽ አንዳንድ ጊዜ ዝም በሉ ስንል ዝም ይሉልናል ማለት ነው። እና ድምጽ እንግዲህ ስራ እየሰራንበት ባለበት ጊዜ ከሆነ ድምጽ ላያስፈልገን ይችላል ማለት ነው። ለምሳሌ አሁን ይሄንን ስራ እየሰራሁ ባለሁበት ጊዜ የተለያዩ ድምፁ የተጎረቤት እየሰማሁኝ ነው። እና ይሄ ድምጽ ደግሞ እኔን ከስራዬ ይረብሸኛል ማለት ነው። እናም በተቻለ መጠን ጎረቤቶች ድምፃችሁን ልትቀንሱ ስትችሉ እሰማለሁ። እንዲሁም ደግሞ አንዳንድ ቀን ጎረቤቶቼ ላይ አልጋቸው በጣም ሲጥስ ሲጥስ ሲል እሰማለሁ። እና ይሄ አልጋም ደግሞ ምንድነው ብዬ ሰንቀቃ ሴክስ እያደረጉ እንደሆነ እሰማለሁ ማለት ነው። አልጋችን ጥግ ለጥግ ነው በአንድ በኩል በአንድ ሳይድ ነው ያለው። እና እየሞከረ እሰማዋለሁኝ ማለት ነው። እና የዛን ጊዜም ምንድነው ብዬ ሳዳምጥ የሴክስ መሆኑን ስሰማ ያው እንግዲህ ዝም ብዬ እተኛለሁ ማለት ነው። ዝም በሉ ለማለትም ስለሚደብረኝ እንዲሁም ደግሞ ሴትዮዋ ስትጮህም እሰማለሁ። ካልጋው ጩኸት ጋር የሚስትዮይት ጩኸት አብሮ ይሰማኛል ማለት ነው። በዚህ ጊዜ እኔ ደግሞ ምንድነው እያልኩ እያንቃቃሁ ባለበት ጊዜ ሳንቃቃ ሴክስ እያደረኩ እንደሆነ ስሰማ በጣም ይደብረኛል ማለት ነው።

እሺ ሰላም ጤና ይስጥልኝ አመሰግናለሁ ለተሰጠኝ እድል በጣም አመሰግናለሁ እንግዲህ ጥያቄውን ለመመለስ ወደ እናንተ ቀርቤያለሁ ማለት ነው። ጥያቄውም እንግዲህ አስተያየት መቀበል ትወዳለህ የሚል ነው። እንግዲህ አስተያየት መቀበል ስንል ያው ሁለት አይነት አስተያየቶች ሊኖሩ ይችላሉ ማለት ነው። በአጠቃላይ ግን አስተያየት መቀበል እኔ በጣም ነው የምወድ ማለት ነው። እንግዲህ አስተያየት መቀበል ሲባል ስለኛ ጥሩ ጎንም ሊሆን ይችላል መጥፎ ጎን አስተያየት ከጓደኞቻችን ወይም ደግሞ ከስራ ባልደረቦቼ ባልደረቦቻችን ከጎረቤትም ሊሆን ይችላል። አስተያየት የምንቀበልበት ሁኔታ ማለት ነው እና አስተያየት ሁሉም ሰው ቢቀበል በጣም ጥሩ ነው ብዬ አምናለሁ። እኔ አስተያየት መቀበል በጣም ያስደስተኛል ምክንያቱም አስተያየት በምቀበልበት ጊዜ የኔን ጠንካራ ጎን እና ደካማ ጎን ስለሚነግሩኝ በጠንካራ ጎኔ እየሰራሁ እንድቀጥል ቀጥል ሌላው ደግሞ እንግዲህ በደካማ ጎኔን ደግሞ ማስተካከል እንዳለብኝ ይሰማኛል ማለት ነው እና እንግዲህ የሁውላችሁም አስተያየት ብትቀበሉ ጥሩ ነው ብዬ እሄዳለሁ ማለት ነው። በተለይ ከስራ ጓደኞቻችሁ ጋራ የተለያየ ችግሮች ሊገቡ ሊመጡባችሁ ይችላሉ ማለት ነው አስተያየት የማትቀበሉ ከሆነ ግን የእናንተን ደካማ ጎን ማወቅ ስለማትችሉ ደካማ ጎናችሁን ለማስተካከል በጣም አዳጋች ነው የሚሆነው ማለት ነው። ምክንያቱም የእናንተ ደካማ ጎን ለራሳችሁ አይታያችሁም እናንተ የምትተገብሩት የምትሰሩት ስራ ጥሩ መስሏችሁ ስራውን ስለምትሰሩ ለሌሎቹ ግን ሲታይ በጣም ስህተት እና መጥፎ ላይ እያላችሁ መሆኑን ስለማታውቁ አስተያየት የማትቀበሉ ከሆነ በጣም ከባድ ነው ማለት ነው። እና አስተያየት መቀበል ከሁላችሁም ይጠበቃል ብዬ አምናለሁ። አስተያየት እንድትቀበሉ እጋብዛችኋለሁ እኔ አስተያየት ስቀበል እንግዲህ ጥሩ ጎኔንም መጥፎ ጎኔንም ነው ማለት ነው። ጥሩ ጎኔንን በዛው እንድቀጥልበት ያደርገኛል መጥፎ ጎኔን ደግሞ እንዲሻሻል ማለት ነው ለቀጣይ እንዳልደግመው ያንን አስወግጄ ጥሩ ጎኔን ተከትዬ ጥሩ ደረጃ ላይ ለመድረስ ያስችለኛል ማለት ነው። እና አስተያየት መቀበል ከምንም በላይ ደስ ይለኛል አስተያየት መቀበል በጣም ደስ ይላል ማለት ነው አስተያየት መቀበል ከሁሉም በላይ የሚያስደስት ነገር ነው አስተያየት መቀበል በጣም አሪፍ ነው ማለት ነው ሁላችሁም አስተያየት እንድትቀበሉ እጋብዛለሁ። እንግዲህ እኔ ከጓዶኞቼ ብዙ አስተያየት ተሰጥቶኝ ያውቃል ማለት ነው እንግዲህ አስተያየቱም ሁለት አይነት ነው አንደኛው በዚሁ ቀጥልበት አሪፍ ነው የሚሉኝ ብዙ ለእኔ ጠንካራ ጎኖች አሉ እና እንደዛ ጠንካራ ጎኖቼን በዘው እንድትቀጥልባቸው የተሰጡኝ አስተያየቶች አሉ ማለት ነው። ከእነዚህ አስተያየቶችም እንግዲህ ለምሳሌ ያክል ብንወስድ ይህንን ስራ እየሰራሁ ባለሁበት ጊዜ አንተ ጎበዝ ነፍሱ ቀጥል እያሉ አስተያየት ሰጠውኛል ማለት ነው። ከዚህም በተጨማሪ ደግሞ ደካማ ጎኔ እንግዲህ እኔ ስናገር በመሃል የሆነ መቆራረጥ ነገሮች አሉ ማለት ነው እና እነዚህን መቆራረጦችን ለማስተካከል እንደዚህ እንደዚህ ብታደርግ ጥሩ ነው ተብሎ ሀሳብ ተሰንዝሮልኛል ማለት ነው እናም ሀሳባቸውን ተቀብዬ አሁን ወደ ተግባር ገብቼ እየሰራሁ ነው ማለት ነው። እና በአጠቃላይ አስተያየት መቀበል እንግዲህ በጣም ደስ የሚልና ጥሩ የሆነ ነገር በመሆኑ ሁላችሁም አስተያየት እንድትቀበሉ አረ እጋብዛችኋለሁ ማለት ነው። ምክንያቱም ለኔ ይሄ አስተያየት መቀበል በጣም በከፍተኛ ሁኔታ ለኔ አግዞኛል ማለት ነው። እና ሁላችሁም እንድትጠቀሙ ስለምፈልግ አስተያየት ብትቀበሉ አሪፍ ነው ብዬ እናገራለሁ ማለት ነው። እንግዲህ አብዛኛውን ሰዎች እንግዲህ አስተያየት መቀበል የሚመቻቸው ጥሩ ጎናቸውን ብቻ ነው እንደዚህ እንደዚህ ሀሪፍ ነው አንተ እኮ ትለያለህ ጎበዝ ነህ የሚሉ አስተያየቶችን በጣም መቀበል ሁሉም ሰው ያስደስተዋል ማለት ነው። አንዳንድ ሰዎች ግን ድክመታቸውን ስንነግራቸው የማይወዱና በጣም የሚያስጠላቸው ሰዎች አሉ ማለት ነው። እኔ ግን ሁሉንም ቢነገረኝ ደስ ይለኛል ይልቅስ ከጥንካሬ ጎኔ እንደውም ደካማ ጎኔ ቢነገረኝ በጣም ደስ ይለኛል ማለት ነው። ምክንያቱም ጠንካራ ጎኔን ቢነግሩኝም ባይነግሩኝም ችግር የለውም በዛው ስለምቀጥልበት መጥፎ ጎኔን ግን ስለሚነግሩኝ ከዛ በኋላ በዛ መጥፎ ጎን እንዳልቀጥል ሌላ ስራ ማለትም በጥሩ ሁኔታ እንድቀጥል ስለሚያግዘኝ አስተያየት ሲሰጠኝ ከምንም በላይ ደስ ይለኛል ማለት ነው። እና ሁላችሁም እንግዲህ ልነግራችሁ የሚገባኝ ነገር ቢኖር ሁሉንም አስተያየት ልትቀበሉ ይገባል ጠንካራም ደካማ ጎናችሁንም አምናችሁ መቀበል ይኖርባችኋል ማለት ነው። እንጂ ደካማ ጎናችሁን እምቢ ብላችሁ ጥሩ ጎናችሁን ብቻ እንትን የምትሉ ከሆነ እጅግ በጣም ከባድ ነው ማለት ነው እና ሁላችሁም ጠንካራ ጎን ብቻ ሳይሆን ሁሉንም ትቀበሉ ዘንድ እጋብዛችኋለሁ። ሁላችሁም ትሰሩ ዘንድ እጋብዛለሁ ማለት ነው። እንግዲህ ጤና ይስጥልኝ የነበረን ጊዜ ይሄ ነውና ሁላችሁም በዚህ እንድትቀጥሉ እያልኩኝ ሁላችሁም ደግሞ ከዚህ እንትን እንዳትሉ ከምንም በላይ ጠንካራ ጎናችሁ ይልቅ ደካማ ጎናችሁን ብትቀበሉ አስተያየት በጣም አሪፍ ነው ብዬ አምናለሁ ማለት ነው። እና ሁላችሁም ይሄንን እንድታደርጉ ሁላችሁንም እጋብዛለሁ ሁላችሁም ይሄንን አድርጉ ሰላም ለእናንተ ይሁን እያልኩ የዛሬው የነበረኝን እንግዲህ ጥያቄ በዚሁ አጠናቅቄያለሁ ማለት ነው። ኣስተያየት መቀበል ትወዳለህ የሚለውን ሳጠቃልለው አስተያየት መቀበል እወዳለሁ

እሺ ሰላም ጤና ይስጥልኝ እንዴት ናችሁ እንግዲህ ደሞዝ በየትኛው ቀን ታገኛለህ ለሚለው ጥያቄ ለማቅረብ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ደሞዝ እኔ የማገኘው ብዙ ጊዜ በሰላሳኛው ቀን ነው ማለት ነው። ምክንያቱም የወር ተቀጣሪ ነኝ ማለት ነው። እና የወር ተቀጣሪ ሆነን ስንሰራ እንግዲህ የመንግስት ሰራተኛ ከሆንን ወይም ደግሞ በወር ደሞዝ የሚከፈለን ከሆነ በሰላሳ ወይም ደግሞ ሰላሳ ቀን ካስቀጠርን በኋላ ያደርገናል ማለት ነው። ይከፈለናል ማለት ነው። እና ሁላችንም ደግሞ ይሄንን እናደርጋለን የመንግስት ሰራተኛ የሆናችሁ ይሄን ታውቁታላችሁ ማለት ነው። እና እኔም የማደርገው እንደዚህ ነው ማለት ነው። ነገር ግን አሁን በቅርቡ ወደፊት እንግዲህ ደሞዝ በወር ደሞዝ ሳይሆን በቀን የተከፋይ እንደሆን እመኛለሁና በቀን ተከፋይ እንደሆን እየሰራሁ ነው ማለት ነው። ሁላችንም ይሄን እንድታደርጉ እጠይቃችኋለሁ ማለት ነው። ደሞዝ እንግዲህ በየቀኑ መከፈል ማለት የግላችንን ስራ ጀምረን የምንሰራ ከሆነ። እንግዲህ ደሞዝ በየቀኑ ከወር በየቀኑ እንዲከፈል ያደርገናል ማለት ነው። እና ሁላችሁም ደሞዝ በየቀኑ እንድትቀበሉ ተፈለጋችሁ የራሳችሁን ስራ እንድትፈጥሩ እጠይቃለሁ ማለት ነው። እንግዲህ ደሞዝ በየወሩ መጠበቅ በጣም ከባድ ነው ማለት ነው። ለምሳሌ የተለያዩ ችግሮች ቢደርሱብን ገና ወር ጠብቀን ስለሆነ ደሞዝ የምንቀበለው እንግዲህ በጣም ከባድ ነው የሚሆነው ማለት ነው። እና ይህ እንዳይሆን ደግሞ በየቀኑ እንዲከፈላችሁ ከፈለጋችሁ ከመንግስት ሰራተኛው ጎን ለጎን የራሳችሁ የገቢ ምንጭ ሊሆን የሚችል በየቀኑ ትንሽ ብትሆንም መስራት እንደሚጠበቅባችሁ እነግራችኋለሁ ማለት ነው። እና እንግዲህ የመንግስት ሰራተኞች እዚህ ጋር በጣም ሲያማርሩ እሰማለሁ ማለት ነው። ምክንያቱም ደሞዝ እንግዲህ በወር ማግኘት ማለት በጣም ከባድ ነው ማለት ነው። እና ብዙ ጊዜ የወር ደሞዝተኞች የሚያገኙት በሃያ ሰባ በሃያ ሰባት ወር በገባ ሃያ ሰባት ነው ማለት ነው። ደሞዝ የሚከፈለው እና ሁላችሁም እንግዲህ በዚህ እንደተማረራችሁ ገብቶኛል። ይህንን ለመቅረፍ እንግዲህ ሁላችሁም ደግሞ የራሳችሁ የሆነ ገቢ ምንጭ የምታገኙበት ትንሽ የምትሆን ስራ ልታገኙ ልታደርጉ ይገባችዋል ማለት ነው። እና ሁላችሁም እንግዲህ እንደዚህ እንድታደርጉ እጋብዛችኋለሁ ማለት ነው። ሰላም ጓደኞቼ እንግዲህ እንደዚህ ነው ማለት ነው። እና እኔ የምወስደው ደሞዝ እንግዲህ አሁን ላይ ወደፊት አስተካክየ የግል ስራ በመጀመር ማለት ነው ደሞዝ በየቀኑ እንዲከፈለኝ ወይም ደግሞ የራሴን ቢዝነስ ጀምሬ የራሴን የገቢ ምንጭ የማገኝበትን ስራ ጀምሬ ስራ ለመስራት እቅድ ላይ ነኝ ማለት ነውና። ይሳካልህ በሉኝ እንዲሳካልኝ እመኛለሁ። ምክንያቱም እንግዲህ ከወር አንድ ጊዜ ብቻ ማግኘት በጣም ያሳቅቃል ማለት ነው። ለወር ጨው ወይም ደግሞ ላስቤዛ ለምናምን ለምናምን ለቤት ደሞዝ ምናምን እንዲሁም ደግሞ ለቤት ኪራይ ለተለያዩ ወጪዎች ስንለው ይሄ እንግዲህ በጣም አስቸጋሪ ነው ማለት ነው። ይሄንን እንትን ለማለት በዚህ ለመተዳደር በጣም አስቸጋሪ አድርጎታል ማለት ነው። ይህም የሆነበት ምክንያት እንግዲህ ኢትዮጵያ ላይ የሚከፈለው ደሞዝ በጣም ዝቅተኛ ከመሆኑ የተነሳ ነው ማለት ነው። ብዙ ገንዘብ ቢሆን እንኳን በወር እንግዲህ አከፋፍለን መጠቀም እንችል ነበር ነገር ግን ዝቅተኛ ደሞዝ ስለሚከፈለን ይህንን አብቃቃቶ ለመኖር በጣም አደጋች ሁኔታ ላይ እንገኛለን ማለት ነው። እና ሁላችሁም እንግዲህ በዚህ እንትን ካላችሁ ያላችሁን ዞሮ ገንዘብ በጥቂቱም ቢሆን በእኩል ከፋፍላችሁ ልትጠቀሙ በእቅድ ልትጠቀሙ ይገባል ማለት ነው። ያ ካልሆነ ግን በዚች ደሞዝ ትንሽነት ለወር መድረስ በጣም አስቸጋሪ ይሆናል ማለት ነው። በተለይ ደግሞ በሃያኛው እና በሃያ አምስተኛው ቀን ላይ ሙሉ በሙሉ ብሩ ያልቅና ገንዘብ የምናገኝበት በጣም ችግር ሲሆንብን ቀጥታ ወደ ብድር የምንገባ ሰዎችም እንዳለን አውቃለሁ ማለት ነውና። ሁላችሁም ይህንን ላለማድረግ ሁላችሁም የገቢ ምንጭ እንዲኖራችሁ የተለያየ ስራ ልትሰሩ ይገባል ማለት ነው። እንግዲህ የተለያየ ስራ ስንል ለምሳሌ የመስመር ላይ ስራ በመስራት ገቢ ምንጭ ልታገኙ ትችላላችሁ ማለት ነው። እንግዲህ የገቢ ምንጭ ማለት እንግዲህ ሰርተን የምናገኘው ማለት ነው። ለምሳሌ አሁን ላይ የተለያዩ ስራዎችን በመስመር ላይ በመስራት የተለያዩ ግብይቶችን በመፈጸም በቀን እስከ ሁለት እስከ ሶስት መቶ ብር ልታገኙ በቀላሉ ታገኙት ትችላላችሁ። እንዲሁም ደግሞ አሁን እኔ እየሰራሁት ያለውን የመስመር አይነት ስራ የምትሰሩ ከሆነ አሪፍ ተከፋይ ትሆናላችሁ ብዬ አምናለሁ ማለት ነው። እና ሁላችሁም እንደዚህ አይነት ስራዎች ላይ ተፍ ተፍ እንድትሉ እጋብዛለሁ እና ስራ መስራት ከሁላችሁም ይጠበቃል ማለት ነው። እንግዲህ በቀን በየትኛው ቀን ትከፈላለህ? ለሚለው እንግዲህ እኔ ከወር አንድ ጊዜ ነው እስካሁን ባለው የምከፈለው ወደፊት ምናልባት እንግዲህ ያው በየቀኑ ተከፋይ እንደሆን የራሴን ስራ ለመጀመር እቅድ ላይ ነኝ ብያችኋለሁ ማለት ነው። እና ይሄ እንዲሳካልኝ ጠንክሬ እየሰራሁ ነው። እንደሚሳካልኝም ተስፋ አደርጋለሁ ማለት ነው። ቤተሰብ

እሺ ሰላም ጤና ይስጥልኝ እንግዲህ ይቅርታ መጠየቅ ቀላል ነው ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ይቅርታ መጠየቅ የሚከብድ ነገር አይደለም ቀላል የሆነ ነገር ነው ማለት ነው። ምክንያቱም እንግዲህ በተለያየ ምክንያት ከሰው ጋር ስጣ ገባ ውስጥ ወይም ደግሞ አላስፈላጊ ነገሮች ውስጥ ልንገባ እንችላለን ማለት ነው። እናም በዚህን ጊዜ ይቅርታ መጠየቅ ያን ያህል የሚከብድ ነገር አይደለም። እንደውም ይቅርታ መጠየቅ ታላቅነት ነው። አንዳንድ ሰው ግን ይቅርታ መጠየቅን ከባድ አድርጎ ያየዋል ማለት ነው። ለኔ ግን ይቅርታ መጠየቅ እጅግ በጣም ቀላል ነው። ምክንያቱም ይቅርታ መጠየቅ ክብርን የሚቀንስ ነገር አይደለም ይቅርታ መጠየቅ ይልቅስ የኛን ታላቅነት እና አስተዋይነት የሚያሳይ ነገር ነው ማለት ነው። ይቅርታ መጠየቅ የሚከብድ ነገር ስላልሆነ ሁለችንም ይቅርታ ልንጠይቅ ይገባል ማለት ነው። ምክንያቱም እንግዲህ በተለያየ ምክንያት ከሰው ጋር ግጭት ሊፈጠር ይችላል ማለት ነው። ግጭት ሊኖር ይችላል እና በይቅርታ ነገሮችን ማለፍ ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም ይቅርታ ልናደርግ ይገባል ማለት ነው። እና ይቅርታ መጠየቅን ቀለል አድርገን ልናየው ይገባል ማለት ነው። ይቅርታ መጠየቅን እንደ ባህል መውሰድ መቁጠር እናም ይቅርታ ማድረግ ከሁላችንም የሚጠበቅ ነው ማለት ነው። ይቅርታ ማድረግ እንግዲህ በተለይ ከተማረው ማህበረሰብ ይጠበቃል ማለት ነው። ምክንያቱም የተማበረው ማህበረሰብ ስለ ይቅርታ በደንብ በትልቁ ስለሚያቅ ይቅርታ መጠየቅን እንደ ባህሉ አድርጎ መውሰድ አለበት ማለት ነው። ለምሳሌ ወደ እኛ አካባቢ ይቅርታ መጠየቅ ታላቅነት ያደርጋል ማለት ነው። ሰው ተጣልቶ በከባዱ ተጣልቶ እንኳን እንደውም ነፍስ ተጋድሎም ራሱ ደም ተቃብቶ ይቅርታ በይቅርታ ነገሮችን ማለፍ እንዳለበት ነው የሚሰማኝ ማለት ነው። ምክንያቱም ሰው እንግዲህ በተለያየ ነገር ስህተት ሊፈጽም ይችላል ማለት ነው። አውቆም ሳያውቅም ስህተት ሊፈጽም ይችላል እናም ይህንን ስህተት እንግዲህ አውቄያለሁ አዎ አጥፍቻለሁ እንግዲህ ይቅርታ ይደረግልኝ ብሎ መጠየቅ ታላቅነት ነው ማለት ነው። እናም ሰው ይቅርታ በሚጠይቅበት ጊዜ ደግሞ እኛም ደግሞ ይቅርታ ለመቀበል ዝግጁ መሆን ይጠበቅብናል ማለት ነው። ምክንያቱም ይቅርታ ማድረግ በፈጣሪ ዘንድም በሰው ዘንድም ተወዳጅነት የሆነ ባህሪ ነው ማለት ነው። እና ሁላችንም ይቅርታ ልናደርግ ከሁላችንም ይጠበቃል ማለት ነው ይቅርታችሁ ለሁላችሁም መስጠት ይጠበቅብናል ማለት ነው። እንግዲህ በተለያየ ነገር እንግዲህ የሰው ልጅ ነን እና የተለያየ ግጭት ልናደርግ እንችላለን ማለት ነው። እንግዲህ የሰው ልጅ በተለያየ ጊዜያት ከሰው ጋር ሊጋጭ ይችላል ማለት ነው። በስራም ሊሆን ይችላል በጨዋታም ጊዜ በቀልድም ስንቀላቀድ ሳናውቅ እንግዲህ ሰው ልናስቀይም ልናስከፋ እንችላለን ማለት ነው። እና በዚህን ጊዜ ይቅርታ ለሰው ልጅ ማድረግ በጣም ወሳኝ የሆነ ነገር ነው ማለት ነው። እናም እንደዚህ ከሆነ ታዲያ ሁላችንም ይቅርታ ማድረግ ይኖርብናል ማለት ነው። ይቅርታ መጠየቅ እንግዲህ ላጠፋነው ነገር ልቀጣ ብለንም ሊሆን ይችላል እንዲሁም ደግሞ ስላጠፋው ስህተቴን ስለተረዳሁ ተንግዲህ ድጋሚ ላላጠፋ ይቅርታህን እወዳለሁ ብለን ማድረግ ይኖርብናል ማለት ነው። ለምሳሌ እኔ እንግዲህ ተጓደኛዬ ጋር በሆነ ነገር ተጣልቼ ነበር ማለት ነው። እና እንግዲህ እኔ ጥፋት አላጠፋውም ነገር ግን እሱ እኔ ጥፋት እንዳጠፋው ስለመሰለው ይቅርታ ጠይቄዋለሁ ማለት ነው። ምክንያቱም ጓደኛዬን በጣም እወደው ስለነበረ። እናም ደግሞ ይቅርታ መጠየቅ ታናሽ ንጽህናም ታላቅነት ነው በሚል ነገር እኔ ጓደኛዬን ሄጄ ይቅርታ አጥፍቻለሁ በቃ በጣም ይቅርታ አድርግልኝ ከዚህ በኋላ አልደግምም ብዬ ስለ ጓደኝነታችን ብዬ ይቅርታ ጠይቄው ነበር ማለት ነው። እና ምንልላቹ ፈልጌ ነው ይቅርታ መጠየቅ የሚከብድ ነገር አይደለም ቀላል ነው። ነገር ግን ጓደኛዬ ያው ይቅርታዬን አልተቀበለም ማለት ነው። ምክንያቱም አይ ይቅርታ እምቢ ብሎ ይቅርታዬን ድጦታል ማለት ነው። እና እኔ የምመክራችሁ ነገር ግን ይቅርታ መጠየቅ አሪፍ ነው ማለት ነው። ለምሳሌ ይቅርታ ጓደኛዬን ሳልጠይቀው ብንጣላ ኖሮ እንደተጣላን ቢሆን እየቆረቁረኝ ነበር። ነገር ግን እኔ ይቅርታዬን በመጠየቅ እንግዲህ ጓደኛዬ ከእኔ ጋር እሺ በቃ እንግዲያስ ብሎ ከብዙ ጊዜ ቆይታ በኋላ ጓደኞቼም ጠይቀውት ይቅርታ ብሎ ይሄል እንዴ ብለው አሳምነውት በይቅርታ እንግዲህ የምወደውን ጓደኛዬን ልታረቀው ችያለሁ ማለት ነው። ነገር ግን ይሄንን ይቅርታ ባላደርግ ኖሮ ከጓደኛዬ ጋር እንደተጣለሁ እስካሁን ድረስ እንዘልቅ ነበር ማለት ነው። እና ይቅርታ እንግዲህ ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም ይቅርታ ልናደርግ ይገባናል ማለት ነው። እና ይቅርታ መጠየቅ በጣም ቀላል ነው። አክብዳችሁ የምታዩ ሰዎች ካላችሁ ይቅርታ መጠየቅ ቀላል እንደሆነ የታላቅነት መገለጫ ከታናሽነት ይልቅ ታላቅ መሆንን አስተዋይነትን ሩህሩህ መሆንን የሚያሳይ በመሆኑ ሁላችንም እንግዲህ ይቅርታ ልናደርግ ይገባል ማለት ነው። ይቅርታን እንደ ቀላል ነገር ማየት አለብን እንጂ ይቅርታ እኮ ከባድ ነው። የበታችነት ያደርጋል በሚል ስሜት ይዘን ሰዎችን ማስቀየም የለብንም ማለት ነው። ይቅርታ ማድረግ ቀላል ነው ቀላል

እሺ አመሰግናለሁ እንግዲህ ጥያቄው ምን ይላል? የስራ ምግባር ታከብራለህ? ይላል አዎ ምግባር ማለት እንግዲህ ያው በእያንዳንዱ ነገር ላይ የራሱ የሆነ ስለ ምግባር አለው ማለት ነው። ይሄ ስራም የሌለውም ስነ ምግባር አለው ማለት ነው። እና ይሄንንም ምግባር እንግዲህ አከብራለሁኝ። ማለት ነው። ምክንያቱም ስራ ስንሰራ በስነ ምግባር መሆን አለበት ማለት ነው። ያለ ዝም ብሎ ጋጠ ወጥ በሆነ መንገድ ስራን መስራት የለብንም ማለት ነው። አንዳንድ ሰዎች ግን ስራ ምግባርን ሳያከብሩ እንዲሁ ዝም ብለው በዘፈቀደ ሲሰሩ አያለሁ በተለይ አለቃ ከሆኑ የአለቃነት ስሜት ተሰምቷቸው ሰዎችን ሲያገመጥጡ እንደውም ደግሞ ባለአግባቡ ሲያስተናግዱ በመጥፎ ሁኔታ ሲሳደዱ ሲናገሩ አያለሁ ማለት ነው። እኔ ግን እንዲህ አይነት ነገር እጅግ በጣም ነው የሚያስጠላኝ እና ስለሚያስጠላኝም ይህንን ነገር ማድረግ ፈጽሞ ነው የማልችል ማለት ነው እና የስራ ምግባርን ማድረግ እወዳለሁ ለምሳሌ የስራ ምግባር ስንል እንግዲህ ስራው ብዙ ብዙ ምግባራትን ሊያስፈልጉት ይችላሉ ማለት ነው እንደየስራው አይነት የተለያየ ቢሆንም ለምሳሌ ከስራ ምግባር ስንነሳ የመጀመሪያው እንግዲህ በስራ ሰዓት የሚለበስ ልብስ ወይ ጋውን ወይም ደግሞ የአለባበስ ስነ ስርዓት የራሱ የሆነ ስራ የራሱ የሆነ የአለባበስ ስነ ምግባር ሊኖረው ይችላል። ማለት ነው። እና ይሄንንም እኔ አከብራለሁ። ማለት ነው። ለምሳሌ ተማሪ በነበርኩበት ጊዜ በትምህርት ቤት ዩኒፎርም አለ ማለት ነው። የምንለብሰው አንድ አይነት ልብስ ተማሪዎችን የምንለብሰው ነበር ማለት ነው። እናም ስራዬን ስለማከብር ትምህርቴን ስለምወድ ዩኒፎርሜን በስርዓት እያጠብኩ በሰአቱ ለብሼ ወደ ወደ ትምህርት ቤት ይገባ ነበር ማለት ነው። እናም ይሄ ራሱ አንዱ የስነ የስራ ምግባርን የማክበር መርህ መገለጫ ነው ማለት ነው። ስለዚህ ሁለችንም ስራ ላይ እንደዚህ አይነት ነገሮችን ልናከብር ይገባል ማለት ነው። ሌላኛው ደግሞ እንደዚሁ ለምሳሌ ቢሮ አካባቢ የባንክ ሰራተኛ የምንሆን ከሆንን እንግዲህ ገባን ከቤት ስንገባ ሱፍ መልበስ አለብን። ማለት ነው ሱፋችንን ለብሰን ካራባታችንን አስረን ወደ እዛ ወደ ባንክ ቤት መግባት ይጠበቅብናል ማለት ነው። ከዚህም በተጨማሪ ደግሞ ለምሳሌ ከፀጉር አያያዝ ብንነሳ አንዳንድ ቦታዎች ላይ ፀጉር ማሳደግ እየተከለከለ በመሆኑ ፀጉራችንን እንድናሳድግ አይፈቀድም ማለት ነው። እናም ፀጉራችንን ማሳደግ አይኖርብንም በአጭሩ ተሰርተን መሄድ ይኖርብናል። ማለት ነው። እናም ይህንንም ሁላችንም ልናከብረው የሚገባ ነገር በመሆኑ ሁላችንም ጠጉር ማሳደግ እንደሌለብን ያሳየናል ማለት ነው። ስለዚህ ፀጉር ማሳደግም ከዚህ ውስጥ አንዱ ነው ማለት ነው። እናም እኔ የምመክራችሁ እንግዲህ የስራ ምግባርን ልታከብሩ ይገባል። የሚል ነገር አለኝ ማለት ነው። ምክንያቱም እያንዳንዱ ስራ የራሱ ምግባር ስላለው እንግዲህ ደግሞ ያንን ማክበር ከሁላችንም የሚጠበቅ ነው ማለት ነው። ለምሳሌ አስተማሪ ከሆነ ደግሞ እያስተማሪ እንግዲህ ጋውንድ ለብሶ መሄድ አለበት። ማለት ነው። ያንን ጋውን መልበስም ብቻ ሳይሆን ወደ ክፍል ሲገባ በሰአቱ መገኘት አለበት ማለት ነው። በሰአቱ እንግዲህ ሁለት ሰዓት ላይ ከሆነ ክላስ የሚገባው ወደ ክፍል የሚገባ ለማስተማር ማለት ነው በዛች ሰዓት ቀጥታ ወደ ክፍል መሄድ መገኘት ይኖርበታል ማለት ነው። እንዲሁም ደግሞ መገኘትም ብቻ ሳይሆን ክፍል ውስጥም ከተማሪዎቹ ጋር ያለው ግንኙነት ጥሩ የሆነ መሆን አለበት ጥሩ የሆነ መስተጋብር በሰላማዊ መንገድ ከተማሪዎች ጋር መግባባት መቻል አለበት እንደዛም ደግሞ ሲያስተምር ቆይቶ ወደ የሚወጣበት ጊዜ ወደ ውጭ ማለት ነው ጨርሶ ሲሄድ ሰአቱን ማክበር አለበት ማለት ነው። ወደው መጥቶ ወደው መመለስ የለበትም ምክንያቱም እየተከፈለው እየሰራ እያለ ስለሆነ ያንን የስራ ስነ ምግባሩን ሊያከብር ይገባል ማለት ነው። እና በአጠቃላይ የስራ ስነምግባር ማለት እንግዲህ በስራችን ውስጥ ልናከናውናቸው የሚገቡ ደንቦች ስርአቶችና ቅድመ ሁኔታዎች አሉና እነዛን ቅድመ ሁኔታዎች እንግዲህ በአግባቡ ሳናዛባ መተግበር መቻል ማለት ነው። እንግዲህ የስራ ስነምግባር ማለት በጣም አስፈላጊ ነው። ማለት ነው። የስራ ስነምግባር አስፈላጊ የሆነበት እንግዲህ አንድም በስራችን ውጤታማ እንድንሆን እንግዲህ በምንሰራው ስራ ስኬታማ እንድንሆን የስራ ምግባርን ተከትለን መሄድ ይኖርብናል። ማለት ነው። ከዛም በዘለለ ደግሞ በሰውዬ ዘንድ ጥሩ እይታ እንዲኖረን ማለት ነው። ስራ ስለ ምግባርን የማናከብር ከሆነ ሰዎች ስራችንን ሊያከብሩልን አይችሉም። ማለት ነው ስለዚህ የስራ ምግባርን ማክበር ስራን እንደማክበር በመሆኑ እኛ ያከበርነውን ስራ ደግሞ ሌሎቹ ሊያከብሩልን ይችላሉ። ማለት ነው። ካልሆነ ግን እኛ ያላከበርነውን ስራ ሌሎቹ ሊያከብሩልን ስለማይችሉ ከሁላችንም ስራ ማክበር የሚጠበቅ ተግባር በመሆኑ ሁላችንም ስራችንን እንድናከብር ይገባል ማለት ነው። እና በአግባቡ ልንወጣ ልንገባ እንዲሁም ሰዓት እንድንጠብቅ ከአለባበሳችንም ልናስተካክል ከስራው ጋር የሚሄድ የስራ ሙያ የሚፈቅደውን ያለባበስ ስነ ስርዓት እንዲሁም

እሽ ሰላም ጤና ይስጥልኝ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው እንግዲህ የቀረበልኝ ጥያቄ ሰዎችን እንዴት ታስተዋውቃለህ የሚል ነው ማለት ነው? ሰዎችን እንዴት ታስተዋውቃለህ ለሚለው ጥያቄ እንግዲህ ሰዎችን በብዙ አይነት መንገድ ለስተዋውቅ እችላለሁ ማለት ነው። እንግዲህ እንዴት ነው ካላችሁኝ በአንደኛ ደረጃ ሰዎችን የማስተዋውቅበት መንገድ ምንድነው ከተባለ በአካል በማገናኘት ነው ማለት ነው። እንግዲህ ሰዎችን በአካል በመገናኘት ሰዎችን ላስተዋውቅ እችላለሁ ማለት ነው። ለምሳሌ ዘመድ ከሆነ ስለ ዝምድናቸው ዘመዱን በመቆጠር አንተ የከሌ ልጅ አንተ የእከሌ ልጅ ነህ በዚህ በዚህ ዝምድና ስላላችሁ ልትተዋወቁ ይገባል ብዬ ላስተዋውቅ እችላለሁ ማለት ነው። እንዲሁም ከዛ በተለየ ደግሞ በሀገራቸው ለምሳሌ ራቅ ከሀገራቸው ወርቀው የሚኖሩ ከሆነ ታንድ አካባቢ የመጡና የአንድ ሀገር ልጆች እንደሆኑ አስተዋውቃቸዋለሁ ማለት ነው እና እንደዚህን ሰዎችን ሳስተዋውቅ በአካል አገናኝቼ ሊሆን ይችላል ማለት ነው። ሁለቱንም በመጥራት ሻይ ቡና እያልን እያሉ ማለት ነው ላስተዋውቃቸው እችላለሁ ማለት ነው። ከዛ በተጨማሪ ደግሞ በስልክ ላስተዋውቃቸው እችላለሁ እንግዲህ በስልክ ማስተዋወቅ ሲባል ሰዎች የተለያየ ቦታ ላይ ካሉና በቀላሉ መገናኘት የማይችሉ ከሆነ ስልክ በማለዋወጥ እንዲደዋወሉ አድርጌ ላስተዋውቃቸው እችላለሁ ማለት ነው። እና ይሄ ሰዎችን ማስተዋወቅ በጣም ጠቃሚ የሆነ ነገር ነው። ምክንያቱም ሰዎችን ማስተዋወቅ ይጠቅማል። ለምን ቢባል እንግዲህ ሰዎች በተለያየ ጊዜ በሆነ አጋጣሚ ሊገናኙ ይችላሉ በመጥፎም በደስታም ሊገናኙ ይችላሉ ማለት ነው እና ሰዎችን ማስተዋወቅ በዚህን ጊዜ በጣም ጠቃሚ ሊሆን ይችላል ማለት ነው። እነዛ የተተዋወቁ ሰዎች መጥፎ ቦታ ላይ ቢገናኙ ያው መጥፎ ነገር እንዳይደራረጉ ይሆናል ማለት ነው። ለምሳሌ በተለያየ ቦታ መጥፎ ቦታ ላይ ተገናኝተው በጠብ የሚያስነሳ ነገር ቢኖር ሁለቱ የሚተዋወቁ የሀገር ልጆች ከሆኑ ችግራቸውን በቀላሉ ለመፍታት ያስችላቸዋል ማለት ነው። እና ሰዎችን ማስተዋወቅ በጣም አሪፍ የሆነ ነገር ነው ማለት ነው። ከዚህም በዘለለ ደግሞ ሰዎችን ማስተዋወቅ እንግዲህ ካልባሌ ነገር ለምሳሌ በፍቅር እንዳይቀጥሉ ልናደርግ እንችላለን በፍቅር ስንል ያው እንግዲህ ጾታዊ ግንኙነት እንዳያደርጉ ያ ማለት ለምሳሌ ዝምድና አይነት ካለ ማለት ነው። በሩቅ የሚኖሩ ሰዎች ሳይተዋወቁ እንግዲህ ሳይተዋወቁ ወደ ጋብቻ ሊገቡ ወይም ደግሞ ወደ ግብረ ስጋ ግንኙነት ቀጥታ ሊገቡ የፍቅር ግንኙነት ሊጀምሩ ይችላሉ ማለት ነው። ይሄም የሆነው እንግዲህ ካለመተዋወቅ የተነሳ ነው እና እነዚህን ሰዎችን ቅድሚያ በማስተዋወቅ ከእንዲህ አይነቱ መጥፎ ከሆነና መደረግ ከሌለበት ተግባር ልንታደጋቸው እንችላለን ማለት ነው። ይሄ የሚሆነው እንግዲህ ሁለቶችን ዘመድ እንደሆኑ በቅድሚያ በግልጽ በማናገር ነው ማለት ነው እና ሁለቶች ይሄን ካወቁ በኋላ ወደዛ መግባት አይችሉም ማለት ነው። እንደውም ለምሳሌ እንግዲህ ጓደኛዬ እኔ ነበር እና ዘመዴ ነች እሷ ከዛ እንግዲህ ከልጁ ጋራ በስልክ ነው በአካል አይተዋወቁም በስልክ እያወሩ ወደ ፍቅር ይገባሉ ማለት ነው ከዛም እሱ መከላከያ እሷ ደግሞ ዝም ብላ ምንም አይነት ሌላ የግል ስራ የምትሰራ ነች ማለት ነው። ከዛም እያወሩ እያለ የአንድ ሀገር ልጆች ናቸው ተባብለው እናንተ በብለው ዝምድናቸውን ሳያውቁ ወደ ፍቅር ግንኙነት ቀጥታ አመሩ ማለት ነው። እና እነዚህ ልጆች ቀጥታ ወደ ፍቅር ግንኙነት ካመሩ በኋላ መጋባት ነበር የወሰኑት ከዛም ለመጋባት ወስነው ወደ ቤተሰብ ተመልሰው እንግዲህ እሷም ስቲቱም ለቤተሰቦቿ እሱም ለቤተሰቦቹ ቀጥታ ይናገራል ላገባ ነው ብለው ማለት ነው። ከዛም የማን ልጅ ናት ተብሎ ሲጠየቅ የክሌ ልጅ ብሎ ሲናገር እሷም እንደዚሁ ስትናገር እንግዲህ ዘመድ ሆነው ተገኝተዋል ማለት ነው። እና እነዚህ ልጆች አጋጣሚ ሆኖ ግን ያው ሩቅ ቦታ ላይ ስለነበሩ በአካል መገናኘት ስላልቻሉ ያው ሌላ መጥፎ ወይም ደግሞ የግብረ ስጋ ግንኙነት ባለማድረጋቸው ያንን ነገር ያው አስቀርተውታል ማለት ነው። እንግዲህ ቅርብ ላይ ቢሆኑ ኖሮ ግን ሌላም የግብረ ስጋ ግንኙነት አድርገው ዝምድናቸውን ሊጥሱ ይችሉ ነበር ማለት ነው። እና ሰዎችን ማስተዋወቅ በጣም ብዙ ጥቅሞች አሉት ማለት ነው። ከዚህም በተዘለለ ደግሞ ሰዎችን ማስተዋወቅ እንግዲህ ለጋራ እድገትና በጋራ እየሰሩ እንዲለወጡ ከፍተኛ ጥቅም ይኖረዋል ማለት ነው። በተለይ እንዲህ አይነት ነገሩ ራቅ ብለው ለሚኖሩ ሰዎች ሰዎችን ማስታወቅ በጣም ጠቀሜታ አለው ማለት ነው። ምክንያቱም በሰው ሀገር እንግዲህ ስንኖር የምናውቀው ሰው አጠተን በጣም ተደብረን ነው የምንኖረውና እና ለዛ ላይ እንግዲህ የምናውቀውን ሰው ሰው ሲያስተዋውቀን በጣም ደስ የሚል ስሜት የአንድ ሀገር ልጆች ስንሆን ደስታ በጣም ይሰማናልና ደስተኞች ስለምንሆን እንግዲህ ይሄ በጣም ደስ የሚል ጉዳይ በመሆኑ ሁላችንም ሰዎችን ማስተዋወቅ ይኖርብናል ማለት ነው። እና ሰዎችን ስናስተዋውቅም እንግዲህ በአካል ሊሆን ይችላል በስልክ ሊሆን ይችላል እንዲሁም ደግሞ ሌሎችን ሰዎችን በመናገር በመልእክተኛ

ሺህ ሰላም ጤና ይስጥልኝ እንግዲህ በእግር ምን ያህል ርቀት? መሄድ ትችላለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። በቅድሚያ እድሉ ስለተሰጠኝ በጣም እያመሰገንኩ እናንተንም ታላቅ ክብር አለኝ ማለት ነው። እና በእግር ምን ያህል ርቀት ትሄዳለህ ለሚለው እንግዲህ በእግሬ በጣም ብዙ እርቀት መሄድ እችላለሁ ማለት ነው። እስከ ሃያ እና ሰላሳ ኪሎ ሜትር የሚሆን በእግሬ የመሄድ ችሎታ አለኝ ማለት ነው። እንግዲህ ይሄ የሆነበት ምክንያትም እኔ የምኖረው በገጠራማው አካባቢ ስለሆነ በእግሬ እንግዲህ ይሄን ያክል ኪሎ ሜትር በረቀት ለመሄድ ችያለሁ ማለት ነው። እንግዲህ ይህ የሆነበት ምክንያት በተለያየ ምክንያት በእግራችን መኪና አልነበረም ገጠር ስለሆነ ማለት ነው። እና በእግራችን ለተለያየ አላማ በተለያየ ምክንያት ወደ ተለያየ ሀገር በባዶ እግራችን እንሄድ ነበር ማለት ነው። እና ይህ በባዶ እግራችን መሄድ ደግሞ ለኛ ብርታትን ሰጥቶናል ማለት ነው። እንግዲህ በእግር ርቀትን መሄድ ያው በልምድ የሚመጣ ነገር ነው እንጂ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እንግዲህ ከተማ አካባቢ ያለ ሰው እዛው ለዘው እዛው እንኳን ሲሄድ በታክሲ በመሆኑ ትንሽ ርቀት አንድ ኪሎ ሜትር ለመሄድ እንኳን በጣም ያዳግተዋል ማለት ነው። እኔ ግን ያው ገጠር በማዳጌ ብዙ እርቀትን ለአምስት ሰዓት ለስድስት ሰዓት እንዲሁ በእግሬ የምሄድበት ጊዜ ስለነበረ ያ እንግዲህ ብዙ እርቀትን እንድጓዝ አግዞኛል ማለት ነው። እና ብዙ ጊዜ በገጠራማው አካባቢ የሚኖሩ ሰዎች ርቀትን እየመጓዝ ችሎታ አላቸው እስከ ማለች እስከ አስራ ሁለት ሰዓት እንኳን በእግራቸው የመሄድ እድል ችሎታ አላቸው ማለት ነው። እና እንግዲህ በዚህ በጣም ጠቃሚ ነው ማለት ነው እንግዲህ በእግር እርቀትን መጓዝ እንደ እንቅስቃሴ ይቆጠራል ማለት ነው። ለሰውነት ብርታት በሽታን ለመከላከል ለተለያዩ ነገሮች ጥቅም አለው ማለት ነው። እንግዲህ በእግር ርቀትን መጓዝ ብዙ ጠቀሜታዎች አሉት። አንደኛ ገንዘብን ለመቆጠብ በእግር ብዙ እርቀትን መሄድ በጣም ጥቅም አለው ማለት ነው። ምክንያቱም ለታክሲ የምናወጣውን ገንዘብ ያው እንግዲህ በባዶ እግራችን በመሄድ ያለ ምንም ትራንስፖርት ሳንጠቀም በእግራችን በመሄድ ያንን ወጪ መቆጠብ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ጤንነትን ለመጠበቅም በእግር መሄድ በጣም አስፈላጊ ነው ማለት ነው። እንግዲህ በእግራችን ስንሄድ የተለያየ ነገር ሊኖር ይችላል ማለት በእግራችን ስንሄድ የልብ የደም ዝውውርን ለመጨመር ያስችለናል ማለት ነው። ስፖርት ነው እና ስፖርት ስለሆነ ይህን በርቀት መሄድ በጣም አስፈላጊ ነው ማለት ነው። ሁላችንም ልንለማመደው ይገባል ለምሳሌ ከተማ ላይ የምንኖር ሰዎች በቀስ በቀስ እያልን በእግር ጉዞ ልንለማመድ ይገባል ማለት ነው። የእግር ጉዞ የማንራመድ ከሆነ ብዙ እርቀትን መሄድ የማንችል ከሆነ ሰነፎች ደካሞች ነው የሚያደርገን ማለት ነው። እና ይሄ እንዳይሆን ደግሞ ርቀትን መጓዝ ከአሁኑ በቀስ በቀስ መልመድ ይኖርብናል ማለት ነው። ሁለተኛው ጉዳይ ደግሞ እንግዲህ በርቀት መጓዝ ማለት ያው እንግዲህ ጤናን ለመጠበቅ ብለናል ማለት ነው ጤናን ለመጠበቅ ያስችለናል ማለት ነው። ወርቀት የምንጎዝበት ጊዜ ጤናችንን ይጠብቅልናል ማለት ነው። ሌላኛው ደግሞ ለምሳሌ ታክሲ ባይኖር በሆነ አጋጣሚ ታክሲ ባይኖር ማለት ነው። እና ርቀት ቦታ መሄድ ግዴታ ቢሆንብን በባዶ እግራችን ከወዲሁ ካልለመድነው ለመራመድ በጣም አስቸጋሪ ስለሚሆን ይህንን ለማዳበር እንግዲህ ከወዲሁ እርቀትን መጓዝ መልመድ ይኖርብናል ማለት ነው። እና ታክሲ በማይኖርበት ሰዓት በቀላሉ ባሰብንበት ቦታ ላይ መሄድ ስለሚያስችለን በባዶ እግሩ ርቀትን መሄድ በጣም አስፈላጊ ነው ብዬ ነው የማምነው ማለት ነው። እና ሁላችሁም በባዶ እግራችሁን በርቀት እንድትሄዱ እገብዛችኋለሁ ማለት ነው። በርቀት መሄድ በጣም ጥሩ የሆነ ነገር በመሆኑ ሁላችንም በርቀት ልንድ ይገባል ግድ ይላል ማለት ነው። እና እንግዲህ ሁላችሁም ይህንን ነገር ልታደርጉት ይገባል ማለት ነው። ቀስ በቀስ እያላችሁ በልምድ የሚመጣ እንጂ አንድ ጊዜ ብቻ እርቀትን መጓዝ ስለማይቻል ሁላችንም በርቀት ልንሄድ ይገባል ማለት ነው። ሌላው ደግሞ እኔን ያገዘኝ ነገር እንግዲህ እህቶቼ የሚኖሩት እኛ ካለንበት አካባቢ ራቅ ባለ ቦታ ነው ማለት ነው። ሶስት ሰዓት አራት ሰዓት እስከ አምስት ሰዓት የሚወስድ ርቀት ባለበት ቦታ ላይ እህቶቼ ናቸው አግብተው ያሉ ማለት ነው። እና እነሱን ለመጠየቅ እንግዲህ መኪና እንደሁኑ አልገባም ነበር እና የዛን ጊዜ ወደ ገጠር ስሄድ በባዶ እግሬ ነበር የምሄደውና የምመለሰው ማለት ነው። እና እዛ ስሄድ እንግዲህ ለረጅም ሰዓት ለአምስት ሰዓት ለስድስት ሰዓት በእግር ጉዞዬ ስጓዝ ለኔ ብርታትን ሰጥቶኛል ማለት ነው። እና አሁን ላይ እንግዲህ በቀላሉ ለመጓዝ አስችሎኛል ማለት ነው። እና አሁን ላይ በርቀትን ለመጓዝ አይከብደኝም ማለት ነው። እና እስከ ሁለት ሰዓት ሶስት ሰዓት እስከ አምስት ሰዓት የሚያስኬድ ብሎ ወይም ደግሞ እስከ መቶ ኪሎ ሜትር የሚሆን እርቀትን እንድጓዝ አስችሎኛል ማለት ነው። እና በጣም ደስ ይለኛል ማለት ነው። ይሄንን እርቀት መጓዝ መቻሌ ነገር ግን አሁን ላይ ያሉት ሰዎች አይደለም መቶ ሜትር አንድ ሜትር እንኳን በባዶ እግራቸው ለመሄድ

ሰላም ጤና ይስጥልኝ እንግዲህ ምን አይነት ቦርሳ ትጠቀማለህ? ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው እንግዲህ እኔ የምጠቀመው የቦርሳ አይነት ያው የተለያየ የቦርሳ አይነት መጠቀም እወዳለሁ ማለት ነው። አንደኛው የልብስ መክተቻ የምጠቀመው ቦርሳ አለ ማለት ነው። እንግዲህ ይሄ ቦርሳ የልብስ መክተቻ ብዙ አይነት ቦርሳዎች አሉ ከነዛ ውስጥ ግን እኔ የምትወደኝ የምወዳት ቀልጠፍ ያለች ቦርሳ ስትሆን ነው ማለት ነው እንጂ ትልቁ ቦርሳ በጣም ነው የሚያስጠላኝ ማለት ነው ከከለር ካላችሁኝ ደግሞ የቆዳ ሆና ሬንጄሯ ናት አሁንም እኔ እየተጠቀምኩ ያለሁበት እና አሁን ያለችኝ የቦርሳ ይቺ ነች ማለት ነው ይቺ ሬንጀሯ ቦርሳ ነች ነገር ግን ይቺን ሬንጀር ቦርሳ በሚያዝህ ግን ብዙ ነገር ደርሶብኛል ማለት ነው። አባ ሆኖ ሰዓት እንግዲህ ሰላም የለምና ይቺን ሬንጀር ቦርሳ ይዤ ወደ ክፍለ ሀገር ሄጄ ነበረ አሁን ላይና ወደዛ በሄድኩበት ሰዓት እንግዲህ ፖሳታይትን በማየት እያስቆሙ ሲፈትሹ የነበረ ምክንያቱም የመከላከያ አይነት ሬንጀር ነው ማለት ነው ቦርሳዬ እንግዲህ ይቺ በመሆኗ ምክንያት ከመከላከያ ፈንግተነው እያሉ እየያዙኝ የነበር ማለት ነው። ከዛ በዘለለ ግን ከለሩ እጅግ በጣም የምትመች ቦርሳ ነች ማለት ነው እና እንዲህ አይነት ቦርሳ በጣም ደስ ይለኛል ከዚህ በመቀጠል ደግሞ በሁለተኛ ደረጃ የምወደው እንግዲህ ከጨርቅ ወይም ደግሞ ሸራ ቢጤ የሆነ ቦርሳ አለ ማለት ነው አነስ ብላ እንግዲህ ለትምህርት ቤት የምትጠቀማት ናት ማለት ነው። ይቺ ቦርሳ እንግዲህ በጣም የምወዳት ናት ነገር ግን ያው ብዙ ልብስ ስለማትይዝ ለልብስ መያዣነት ብዙም አልጠቀማትም ይልቅስ የምትጠቀማት ደብተር ለመያዣነት እና ፒሲ ምናምን ለመያዝ እጠቀምባታለሁ ማለት ነው ነገር ግን አልፎ አልፎ ቅርብ አካባቢ የዘመድ ላይ ጥየቃ ምናምን የምሄድ ከሆነ ይቺን ቦርሳ ይዣት እሄዳለሁ ማለት ነው ለልብስ መያዣ አድርጌ ምክንያቱም ወደዚህ ሲሄድ ብዙ ልብስ ይዤ አልሄድም ቀለል ያለ ልብስ ነው ይዤ የምሄደው ማለት ነው። እና ይሄ ስለሆነ እንዲህ አይነት ቦርሳ መያዝ በጣም ያስደስተኛል ማለት ነው። ስለዚህ ሁላችሁም እንደ የራይ የራሳችሁን ምርጫ ይኖራችኋል ማለት ነው። የኔ ምርጫ ግን እነኚህ ናቸው ማለት ነው ከዚህም በዘለለ ደግሞ ደግሞ የቼስ ቦርሳ አለ ማለት ነው የቼስ ቦርሳ የምንላት እንግዲህ ትንሽ ናት ከቆዳ የተሰራች ማለት ነው ይቺ እንግዲህ እቺ ፖርሳ ብዙ ጥቅሞችን ይኖራታል ማለት ነው። ከነዛ መካከል እንግዲህ የተለያዩ ጥንቃቄን ነገሮችን በዛ ውስጥ ከትል ልንይዝበት እንችላለን ማለት ነው። ለምሳሌ ፎቶ አለ በጉርድም ልንሆን ይችላል በቁም የተነሳናቸው ትንሽ ፎቶዎች አሉ እነዛን ፎቶዎች እንግዲህ በቦርሳው ውስጥ አስቀምጠን በቺሳችን የምንይዝበት ሁኔታ አለ ማለት ነው እና ይቺ ቦርሳ በጣም ደስ ትላለች ማለት ነው እንግዲህ ይቺ ቦርሳ በትንሽ የሆነው እንደሌሎቹ እንደልብስ መያዚያዎቹ ውድ አይደለችም በትንሹ በአሁኑ ሰዓት እንግዲህ እስከ ሁለት መቶ ብር ባለው ገዝተን መያዝ እንችላለን ማለት ነው እና ይቺ ቦርሳ እንግዲህ ከፎቶም በዘለለ እንግዲህ ብር ለመያዝም እንጠቀምባታለን ማለት ነው ብራችንን እዛ ውስጥ አድርገን ልንነይዝበት እንችላለን ከዛ በዘለ ደግሞ ሲም ሲምም እዛ ውስጥ አሁንም የምጠቀምበት ሲም እዛ ውስጥ በማድረግ እንዳይወድቅብኝ እዛ ውስጥ አጠራቅሜ ቁጭ አደርገዋለሁ ማለት ነው። እና እንደ አጠቃላይ እንግዲህ እኔ የምጠቀማቸው ቦርሳዎች የቺስ ቦርሳ እና የልብስ መያዣ ቦርሳ ተብለው በሁለት ይከፈላሉ ማለት ነው እና ከቦርሳ መካከል እንግዲህ የወደድኳቸው እነዛ ሁለቶች ናቸው ማለት ነው። ከእነዛም በተጨማሪ እንግዲህ ደግሞ ተለቅ ያለ ቦርሳ ደግሞ ይሄ ባለተሽከርካሪ የእግር ጉማ ያላትን ቦርሳ በጣም ትመቸኛለኝ ማለት ነው። እንደውም ይቺን ያየኋት ይሄ ወደ ዩኒቨርሲቲ ስመጣ ጓደኞቼ ሌሎቹ ማለት ነው ጓደኞቼ በዛ ነው ልብስ ይዘውት የመጡ እና እንድወዳት ታደረገኝ ምክንያቶችም ልብሴን ጫማዬን አጠቃላይ ሁሉ ነገሬን በዛ ውስጥ ምቅ አድርጌ በአንድ መያዝ ስለሚያስችለኝና በቀላሉ በአስፋልት ከሆነ ያንን እየጎተተኩ የፈለኩት ቦታ ላይ መሄድ እንደምችል ሲገባኝ አሁን በጣም እንደወዳት አድርጎኛል ማለት ነው። እና እንግዲህ እናንተ እንደ የራሳችሁ የራሳችሁ የሆነ ምርጫ ይኖራችኋል እንግዲህ ምርጫችሁ ምርጫ የራሳችሁ ምርጫ ነው ማለት ነው የኔ ግን እነዚህን ይመስላሉ ማለት ነው እና ቦርሳ መጠቀም በጣም አሪፍ ነው ማለት ነው ምክንያቱም ልብስ እንግዲህ በፔስታል ከመያዝ በፖርሳ መያዝ አሪፍ ነው። ምክንያቱም በፒስታል ከያዝነው ፒስታሉ ተቀዶ ልብሳችን ሊወድቅብን እና ለአያየዘም ምቹ ላይሆን ይችላል ማለት ነው። ነገር ግን በቦርሳ ከሆነ ዚፑን ይዘን ዚፑን ልንቆልፍ እንችላለን ሌባ ምናምን የምንዘጋ ከሆነ ያንን የዚፑን ቆልፈን በቀላሉ መንቀሳቀስ ይዘን መሄድ እንችላለን ማለት ነው። ትልቁ ፖርሳ ከሆነ ደግሞ የራሱ ፒን ኮድ አለው። ያንን በፒን ኮድ ወይም ደግሞ ፓስዋርድ ማለት ነው በዛ መዝጋት እንችላለን በዛ ቆልፈን ፈለግነው ቦታ ላይ ልናስቀምጥ እንችላለን ማለት ነው እና ይሄ ጥቅሙ ነው።

እሺ ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ ዶሮ አለህ የሚለውን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። በመጀመሪያ እድሉ ስለተሰጠተኝ በጣም ብዬ አመሰገንኩ ደሮ አለኝ አዎ ዶሮ አለህ ለሚለው ጥያቄ? መልሴ አዎ ዶሮ አለኝ ነው እንግዲህ። ዶሮ ብዙ ጠቀሚታዎች አሏት ማለት ነው። ዶሮ እንግዲህ ዶሮ ማለት የቤት እንስሳት ስትሆን የአዋፍ ትመሰል ወይም ደግሞ ሁለት እግር ያላትና በክንፏም የምትበር በእግሯም የምትራመድ የቤት እንስሳ ናት ማለት ነው። እና ዶሮ ብዙ ጠቀሚታዎች አሏት። የመጀመሪያው እንግዲህ እንቁላል በመጣል እንቁላሏ ለምግብነት ይውላል ማለት ነው። እና ይህ እንቁላልም ለሰውነታችን ፕሮቲን የተባለውን ወይም ደግሞ ገንቢ የሆነ ምግብ በመሆኑ በአሁን ሰዓት እንቁላል በጣም ውድነው ማለት ነው። ስለዚህ ዶሮን ማርባት ራሱ በጣም በከፍተኛ ሁኔታ ለገቢ ምንጭ በመሆን ያገለግላል ማለት ነው። አሁን ለምሳሌ እኔ አስር ዶሮዎች አሉኝ እና በቀን እንግዲህ አስር እንቁላል ይጥላሉ። አስር በሃያ ሲባዛ እንግዲህ ወደ ሁለት መቶ ብር በቀን ገቢ አለኝ ማለት ነው። ሲሳላ በወር ስድስት ሺህ ብር ገቢ አለኝ ማለት ነው። እና ይሄ ምንድነው? እንግዲህ ዶሮ ማርባት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። እና ሁላችንም ዶሮ ብናረባ ጥሩ ነው ብዬ አምናለሁኝ ማለት ነው። ከዚህም በዘለለ እንግዲህ ደሮ ለምግብነት ትውላለች እንግዲህ በኢትዮጵያ ውስጥ ብዙ አይነት አሰራር የወጣ አሰራሮች አሉ። ከእነዚህም መካከል ዶሮ ወጥ በጣም ታዋቂ እና ጣፋጩ የኢትዮጵያ ምግብ ነው ማለት ነው። እንግዲህ ዶሮን በደንብ አድርገው የሚያስ የሚያበጇት አሉ በደንብ አድርገው ታበጇት የዶሮ ወጥ በጣም በጣፋጭነቱ ተወዳዳሪ የሌለው የወጥ አይነት ነው ማለት ነው። እና እንግዲህ ሁላችሁም ይሄን እንደምትወዱ ተስፋ አደርጋለሁ ሁሉም ሰው ዶሮ ወጥ ይወዳል ማለት ነው። እና ዶሮ እንግዲህ ይህንን ይመስላል ማለት ነው። ዶሮ እንግዲህ ዶሮን እንዴት? በማስፈልፈልም በጥቅም መዋል ይቻላል ማለት ነው። እንቁላል በማስጣል እንቁላሎቹን አስታቅፈን እነዛን እንቁላሎቹን ካስታቀፍን በኋላ ማለት ነው። ከወር ወይም ደግሞ ሁለት ወር ከሁለት ሰንበት ወይ ሁለት ወር ከሳምንት ከሞላት በኋላ ቁፍ ያለችውን ዶሮ አስታቅፈን ማለት ነው። በጉሽ ጉሽ ታስቀምጥናት በኋላ በዛ ወር እንግዲህ ቀጥታ እንቁላሎቹን ፈጥፍጣ ወደ ልጅ ጫጩት ልታመርት ትችላለች ማለት ነው። እና ይሄን ጫጩት እንግዲህ በማሳደግ በጣምም ሲያድጉ ጫጩት ላይ እያሉ መውለድ ሳይችሉ ማለት ነው እነዛን ጫጩቶች በመሸጥ እንግዲህ የገቢ ምንጭ ማድረግ ይቻላል ማለት ነው። በእንቁላል ከምናገኘው ይልቅ አስፈጥፍጠን የምናገኘው ከፍተኛ ነው ማለት ነው። ነገር ግን እነዚህን ጫጩቶች ጠባቂ የሚጠብቅ ከሌለ ወይም ደግሞ የሆነ ጥሩ ውስጥ ወይም ደግሞ ከላይ ከመሸፈኛ ባለው ነገር ካላስቀመጥናቸው አዋፍት እያነሱ ሊወስዷቸው ይችላሉ ማለት ነው። ከዛ ጠብቀን ካሳደግናቸው ግን ለእኛ በጣም ብዙ ጥቅሞችን ይሰጣሉ ማለት ነው። ለገቢ ምንጭነት በመሆን ያገለግላሉ ማለት ነው። እና ሁላችሁም ዶሮ ብታደርጉ በጣም ደስ ይለኛል ማለት ነው ዶሮ ማርባት በጣም ብዙዎች ጥቅሞች ስላሉት ማለት ነው። እና እንግዲህ ዶሮ ማለት የቤት እንስሳት ናት ማለት ነው። እናም እንግዲህ ዶሮ ግን ስናረባ ብዙ የምንጠነቅቃቸው ነገሮች አሉ ማለት ነው። ምክንያቱም ዶሮን እንግዲህ በቀላሉ የሆነ የሚያጠቃት በሽታ አለ ማለት ነው። በምትታመምበት ጊዜ በአቅራቢያችን ወደሚገኝ ሀኪም ወስደን ካላሳከምናት ሁሎችንም ዶሮዎች በመተላለፍ ሊጨርስብን ስለሚችል ይህንን ጥንቃቄ በማድረግ ሁላችንም ደርዎ ስናረባ በእለት በእለቱ ትንሽ ህመም ስሜት ሲሰማት ልናሳክማት ይገባል ማለት ነው። እና ዶሮ እንግዲህ በጣም ትልቅ ጠቀሜታዎች አሉት። እኔም እንግዲህ ያው አስር የሚሆኑ ዶሮዎች አሉኝ ማለት ነው። እና እነዚህን ዶሮችን በማሳከም ወደ ሀኪም ቤት ሁሌ በመውሰድ እስካሁን ድረስ ጤንነታቸውን ጠብቄላችኋለሁ ማለት ነው። እና ሁላችሁም እንግዲህ የምመክራችሁ ነገር ቢኖር እንደ እኔ ዶሮ እንድታረቡ ነው ደሮ ማርባት በጣም ብዙ የገቢ ምንጭ እንዲኖር ያደርጋል ማለት ነው። እንግዲህ በቀን ሁለት መቶ ገቢ ካለን በጣም ጥሩ ነገር ነው ማለት ነው። እና በወር ስድስት ሺህ ብር ማለት የመንግስት ሰራተኛ ወይም ደግሞ ተከፋይ ነን ማለት ነው። ስለዚህ ሁላችሁም ዶሮ እንድታደርጉ እኔ እመክራችኋለሁ። ሁላችሁም ደሮ ብታደርጉ አሪፍ ነው ይሄን ያክል ብዙ ባይባልም ለራሳችሁም ይሁን ለምሳሌ እንቁላል መግዛታችሁ አይቀርም። እንቁላል ገዝታችሁ ከምትጠቀሙ ይልቅ ዶሮ በመግዛት አንድ ጊዜ እንቁላሏን ያንን በመጠቀም ከወጪ ከተለያዩ ውጪዎች ማስቀረት እንችላለን እንዲሁም ደግሞ እንቁላሏንም በቀላሉ በመሽጥ ለቡና ለሻይና ለመሳሰሉት ነገሮች ፍጆታችን ለእለት ከእለት ፍጆታችን ልናውል እንችላለን ማለት ነው። እና ዶሮ ሊኖራችሁ ይገባል ብዬ ነው የምወስደው። በተለይ ገጠራማ አካባቢ ላይ የሁሉም ሰው ደሮ

እሺ ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ጥያቄውም እንዲህ በማለት ይጀምራል ማለት ነው። እኔም ለጥያቄው ምላሽ ለመስጠት እወዳለሁ። ጥያቄው ማታ ከስራ በኋላ ምን ታደርጋለህ የሚለውን ጥያቄ? ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ማታ ከስራ በኋላ ስመለስ ብዙ የማደርጋቸው ነገሮች አሉ ማለት ነው። እንግዲህ ማታ ብዙ ጊዜ ከስራ የምመልሰው አስራ አንድ ሰዓት አካባቢ ነው ከስራ የምወጣው ማለት ነው። ነገር ግን ከአንዳንዴ ደግሞ ስራ በሚበዛበት ጊዜ ላመሽ እችላለሁ ማለት ነው። እና በጊዜ ከተመለስኩኝ ከስራ እንደወጣሁ ቀጥታ ወደ ቤት ገብቼ መክሰስ ከበሉኝ በኋላ ቀጥታ የምሄደው ወደ ቤተክርስቲያን ነው ማለት ነው። ከዛ ቤተክርስቲያን ከሄድኩኝ በኋላ ጸሎት አደርጋለሁኝ ማለት ነው ጸሎት አድርጌ የተወሰነ ከቆየሁ በኋላ። ትምህርትም ታለ የተለያየ ስብከተ ወንጌል ከተማርኩኝ በኋላ ተመልሼ ወደ ቤቴ እመጣለሁ ማለት ነው። ከዛ ከመልሼ ወደ ቤቴ ከመጣሁ በኋላ ፊልም ላይ እችላለሁ ማለት ነው ፊልም የሚኖር ከሆነ ፊልም ያለው በተለይ ደግሞ ኳስ የሚኖር ከሆነ ኳስ ለማየት ወደ ዲኤስ ቲቪ እሄዳለሁኝ ማለት ነው። ነገር ግን ኳስ ወይም ደግሞ ፊልም ከሌለ እና ደግሞ ጊዜ የሚኖረኝ ከሆነ ቀጥታ ወደ መዝናኛ ነው የምሄደው ማለት ነው። ከቤተክርስቲያን እንደተመለስኩ ወደ መዝናኛ ወክ ማለት ነው ለመና ወደ መናበሻ ወክ እያደረኩ እሄዳለሁኝ ማለት ነው። ከዛም ወደዛ ከሄድኩ በኋላ ከጓደኞቼ ጋር እገናኛለሁ ከጓደኞቼ ጋር ትንሽ ከተጨዋወትን በኋላ እንግዲህ ሻይ ቡና እንበል በማለት ወደ ሻይ ወይም ደግሞ ቡና ቤት እንገባለን ማለት ነው። እዛ ከገባን በኋላ አንዳንድ ነገሮችን እንጫወታለን እየተጫወትን እየተሳሳቅን በጣም በደስታ ጥሩ ጊዜ እናሳልፋለን ማለት ነው። ከዛ በኋላ እንግዲህ ያንን ካሳለፍን በኋላ ተመልሼ ወደ ቤቴ እገባለሁ ማለት ነው ተመልሼ ወደ ቤቴ ከገበው በኋላ እንግዲህ የተለያዩ መጽሐፍ አነባለሁ ማለት ነው። እንግዲህ መጽሐፎች የልቦለድ መጽሐፍ አነባለሁ ማለት ነው። ከማነበው ልቦለድ መጽሐፍም እንግዲህ በቅር እስከ መቃብር የሚለውን መጽሐፍ በጣም የምወደው እና ሁሌም የማነበው መጽሐፍ ነው ማለት ነው። እና ይሄ መጽሐፍ በጣም ደስ የሚል የሚያዝናና ስለ ፍቅር የሚሰብክ መጽሐፍ ነው። እና ይህንን መጽሐፍም ከሶስት ጊዜ በላይ ደጋግሜ አንብቤዋለሁ ማለት ነው። እና በጣም ደስ ይላል ማለት ነው ልቦለድ እንድትአነቡ እጋብዛችኋለሁ በጣም አሪፍ ስለመሆኑ ማለት ነው። ከዛም ይህንን መጽሐፍ እንግዲህ አምቢ የተጨረስኩ በኋላ ትንሽ እረፍት አደርጋለሁኝ። እረፍት እያደረኩ ያ ማለት እረፍት የማደርገውም ቲክቶክ ወይም ደግሞ ቴሌግራም ላይ እና ማህበራዊ ሚዲያ ላይ ገብቼ የተለያዩ ነገሮችን አያለሁ ማለት ነው። ከዛም እንግዲህ ከዚህ ላይ አሪፍ አሪፍ ነገሮችን ያየሁ እዝናናለሁ ማለት ነው። እንዲሁም ደግሞ ቴሌግራም ላይ እንግዲህ የተለያየ ነገር ሊኖር ይችላል ያ ማለት። ጓደኞቼ የተለያየ ጽሁፍ ወይም ደግሞ ጥያቄ ሊያቀርቡልኝ ይችላሉ እንደዛ የሚያደርጉልኝ ከሆነ እዛ ቴሌግራም ውስጥ ገብቼ እንግዲህ አስፈላጊውን መልስ ለእነሱ እመልሳለሁ ማለት ነው። ይህንን እያደረኩ ከዛ በኋላ ደግሞ እሱ ሲሰለቸኝ ቲክቶክ እያየሁ ትንሽ ራሴን ካዝናነሁ እና ካስደሰትኩ በኋላ ቀጥታ ወዴት ነው የምሄደው መሰላችሁ ሻውር እገባለሁ ማለት ነው። ሻውር እገባና ሰውነቴን እታጠባለሁኝ ሰውነቴን ታጥቤ እንግዲህ ሰውነቴን በመታሻ በደንብ ከታጠቁ በኋላ በማዳረጊያ ሰውነቴን አደርጋለሁኝ ሰውነቴን ካዳረኩኝ በኋላ ቀጥታ ወደ አልጋ ክፍሌ ነው የምሄደው ማለት ነው። አልጋ ክፍሌ ላይ ሄጄ እተኛለሁ እንቅልፍ የሚወስደኝ ከሆነ ወዲያውኑ እንቅልፍ ይወስደኛል ማለት ነው። እንዲሁ እንቅልፍ የማይወስደኝ ከሆነ ደግሞ አልጋ ላይ ሆኜ የማነው የመንፈሳዊ መጽሐፍን አነባለሁ ማለት ነው። የመንፈሳዊ መጽሐፍን እንግዲህ በደንብ ሁላችንም ልናየው ይገባል ማለት ነው። ከስራ ከትራሳችን መንፈሳዊ መጽሐፍ መጥፋት የለበትም ማለት ነው። ስለዚህ ያን መንፈሳዊ መጽሐፍ እያነበብኩ እቆያለሁ ማለት ነው። የተለያዩ ጥቅሶችን እያየሁ እነዛን እንግዲህ በደንብ እየመረመርኩ ማለት ነው። ራሴን በደንብ ለፈጣሪ ፈጣሪን አስባለሁ ማለት ነው። ይህንን ካደረኩ በኋላ እንግዲህ እንቅልፌ የሚመጣብኝ አይነት ከሆነ ቀጥታ ወደ መኝታዬ እሄድና ጸሎት ማድረግ ነው ማለት ነው። ጸሎቴን በደንብ እያደረኩ በደንብ ጸሎት ካደረኩኝ በኋላ እንግዲህ ጸሎቴን ስጸር ስጨርስ ልብሴን አወልቃለሁ ማለት ነው። ልብሴን አውላልቄ እንግዲህ ማንጠልጥያ ቦታ አለኝ እዛ ማንጠልጥያ ቦታ ላይ ወስጄ ልብሴን ካንጠለጠልኩ በኋላ ቀጥታ ብርድ ልብሴን አውጥቼ ከተቀመጠበት ወደ አልጋ ክፍሌ ከገባው በኋላ ቀጥታ መተኛትና እንቅልፍ

እሺ አመሰግናለሁ እንግዲህ ውሳኔ መስጠት ትችላለህ ወይ ለሚለው ጥያቄ ምላሽ ልሰጣችሁ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ውሳኔ መስጠት በጣም አስፈላጊ የሆነ ነገር ነው ማለት ነው። ውሳኔ የማናስቀምጥ ከሆነ ነገሮችን የምንወላውል ከሆነ። ከጥሩ ደረጃ ላይ መድረስ አንችልም ማለት ነው። እና ውሳኔ መወሰን በራሳችን መወሰን የምንችል ውሳኔ መስጠት የምንችል መሆን አለብን ማለት ነው። እንጂ ውሳኔ የማንወስን ከሆነ ነገሮችን ለማከናወን በጣም አስቸጋሪ ነው የሚሆነው ማለት ነው። ይሄን ላድርግ ይሄን አላድርግ እያልን የምንወላውል ከሆነ። ከሁሉም ሳንሆን እንዲሁ እንቀራለን ማለት ነው። እና ውሳኔ መስጠት ከሁላችንም ይጠበቃል ማለት ነው። እና ውሳኔ መስጠት እችልበታለሁ እንደውም ጓደኞቼ ውሳኔ መስጠት አንተ ትችላለህ በማለት እኔን ነው የሚያማክሩኝ ማለት ነው። እንዴት ባደርግ ጥሩ ነው? እንዴት ላድርግ እያሉ እኔን ያማክሩኛል ማለት ነው። እና እኔም እንዳማከሩኝ እንግዲህ ያንን የጠየቁኝን ጥያቄ በደንብ ከመረመርኩኝ በኋላ እንደዚህ ብታደርጉ ጥሩ ነው ብዬ ውሳኔዬን የራሴን ውሳኔ ለነሱ አሳውቃቸዋለሁ ማለት ነው። እና እነሱም ያንን ውሳኔ ተቀብለው ወደ ተግባር ይገባሉ ማለት ነው። እና ሁሉም ሰው ውሳኔ መስጠት አለበት ማለት ነው። በተለይ ውሳኔ መስጠት የሚለው ነገር እንግዲህ ሀላፊነት ቦታ ላይ ያሉ ሰዎች እንግዲህ ውሳኔ መስጠት ላይ በጣም ጎዘዝ መሆን አለባቸው ማለት ነው። ለምሳሌ እኔ አለቃ ነበርኩኝ እና አለቃ ሆኜ ውሳኔ ማስተላለፍ ላይ በጣም ጎረዝ ነበርኩኝ ማለት ነው። ለምሳሌ አስተማሪው በማይኖርበት ጊዜ እንግዲህ ግማሾች ተማሪ ሄደን ቢሮ እናሳውቅ ወይንስ እንቅር እያሉ በጣም ይወላውላሉ ማለት ነው። ቢሮ ሄደን ካሳወቅን አስተማሪው ሊጎዳን ይችላል በማለት ወይም ደግሞ ዝም ብለን ቁጭ ብንልም እንጎዳለን እያሉ የሁለት መንታ መንገድ ይሄዳሉ ማለት ነው። የዛን ጊዜ ግን እኔ የሚያማክሩኝ ማለት ነው። እንዴት ባደርግ ጥሩ ነው? እንዴት ላድርግ እያሉ እኔን ያማክሩኛል ማለት ነው። እና የለብንም አርፈን ቁጭ እንበል ብዬ ውሳኔዬን አሳልፋለሁ የዛን ጊዜ የእኔን ውሳኔ ተቀብለው ተማሪዎቹም ወደ ተግባር ይቀይሩታል ማለት ነው። እና ውሳኔን መስጠት እንግዲህ ከአንድ ሀላፊ ላይ ይጠበቃል ማለት ነው። እንዲሁም ከዚሁም በዘለለ ደግሞ የተለያዩ የልማት ስራ ላይ ወይም ደግሞ የቢሮ ስራ ሊሆን ይችላል እዛ ላይ የሚሰሩ ሰዎች ውሳኔን መስጠት መቻል አለባቸው ያን ካልሰጡ በጣም ከባድ ነው ማለት ነው። በውሳኔ አለመስጠት ምክንያት ብዙ ችግር ሊከሰት ይችላል ማለት ነው። እንግዲህ ባለፈ በቢሮአችን እንግዲህ አንድ ሀላፊ አለ ማለት ነው። እና ይህ ሀላፊ ነገሮችን መወሰን በጣም ተቸግሮ ነበር ያ ማለት ነገሮችን ለመስራት በጣም አዳጋች ሆኖበት ነበር ማለት ነው። ለግዢ የሆነ ነገር ቀርቦ ማለት እንዲገዛ ተፈልጎ እንግዲህ ያ የግዢ አካል ነው ሰውየው ገዢ አካል ነው ማለት ነው። እና እንዲገዛ ጥያቄ ከውጭ ላይ ሲቀርብለት አይ አሁን ውድ ነው ቆይ እስኪ ትንሽ ብሎ ካዛ ደግሞ አይ ደግሞ ልግዛ እንዴ ብሎ እየወላወለ ማለት ነው። ለመግዛት የፈለግነው ነገር ነበር እና ያንን እቃ ሰዎች እንግዲህ ለእኛ ሊሸጡልን የነበሩት ሰዎች ለሌላ ሸጠውታል ማለት ነው። ይሄ የሆነበት ምክንያትም እንግዲህ ሰውየው በውሳኔ ችግር ስላለበት ነው። ወስኖ የዛን ጊዜ ቢገዛ ኖሮ እቃውን ጥራትና ባሪፍ ዋጋ ያንን መግዛት እንችል ነበር ማለት ነው። እና እንግዲህ ሁላችንም ውሳኔ መስጠት ላይ በጣም ፈጣኖች ልንሆን ይገባል ውሳኔ በጣም አስፈላጊ የሆነ ነገር ነው። መወሰን ካልቻልን ነገሮችን ለማከናወን በጣም ከባድ እና አደጋች ነው የሚሆንብን ማለት ነው። እና ውሳኔ መስጠት በጣም ነው የምችለው ማለት ነው። ውሳኔ መስጠት እንግዲህ በስራ ላይ ብቻ ሳይሆን በእያንዳንዱ ነገር ላይም ልንወስን ይገባል ማለት ነው። ለምሳሌ እንግዲህ ጉዞ ለማድረግ ራሱ ውሳኔ መስጠት መቻል አለብን እኔ አሁን ባለፈው ስራ እንደጨረስኩኝ ወደ ሀገር ቤት ለመሄድ ውሳኔ ላይ ደረስኩ ማለት ነው። አይ መሄድ አለብኝ ብዬ በርግጥ መንገድ በጣም ጥሩ አልነበረም። ነገር ግን ደግሞ መሄድ እንዳለብኝ ወስኜ ሀገር ቤት ደርሼ መጥቻለሁ ማለት ነው። ሌሎቹ ጓደኞቼ ግን እንሄዳለን አብረን ብለውኝ ከዛ እንሂድ ስላቸው ደግሞ አንሄድም አሉ ይሄ ማለት መወሰን በጣም ተቸግረዋል ማለት ነው። እና እኔ ደርሼ ስመጣ ሳይሄዱ ቆዩኝ ማለት ነው። እናም ከመጣሁኝ በኋላ በጣም እየተቆረቆሩ ነበር ማለት ነው። እና እንግዲህ ለውሳኔ መቸኮል ውሳኔ ማድረግ ከሁላችንም ይጠበቃል ማለት ነው። ሁላችሁም ትንሽ ጠብቁኝ አሁን ጓደኛዬ እየመጣ ስለሆነ እሱን ለማግኘት እንትን እያልኩኝ ነው ማለት ነው እና ሁላችንም ልንወስን ይገባል ማለት ነው። አረ ቆይ አንተ ልንወስን ይገባል ማለት ነው። እና ሁላችንም ለውሳኔ እንግዲህ መቸኮል እንደሌለብን እንረዳለን ማለት ነው። እና ውሳኔ አንዴ ልትጠብቁ ይገባል ማለት ነው። ውሳኔን መወሰን ልትለማመዱት ይገባል ማለት ነው። ይኸውላችሁ

እሺ አመሰግናለሁ በዛሬ ላይ ይሄ ለተሰጠኝ ጥያቄ ምላሽ ለመስጠት። ወደ እናንተ መጥቻለሁ ማለት ነው። ለተሰጠኝ ጥያቄ እንግዲህ ተገቢውን ምላሼ ለመስጠት እወዳለሁ ማለት ነው። ጥያቄውም እንግዲህ የትኛውን የቀኑን ሰዓት ትወዳለህ? በሚለው ጥያቄ ላይ የራሴን ተሞክሮ እና የምወደው የሰዓት የቀን ሰዓት እነግራችኋለሁ ማለት ነው። እና እንግዲህ እኔ የምወደው ከቀኑት ሰዓት ውስጥ ጠዋት አካባቢ ከሁለት ሰዓት እስከ አራት ሰዓት ያለውን የቀን ሰዓት በጣም እወደዋለሁ ማለት ነው። እንግዲህ ይሄ የቀን ሰዓት አሪፍ ነው ያልኩበት ምክንያት እኛ አካባቢ እንግዲህ ከፍተኛ የሆነ ሙቀት አለ ማለት ነው። እና ሙቀት ስለሚኖር ይሄ ሰዓት እንግዲህ በጣም ደስ የሚል ሰዓት ነው ማለት ነው። የአየር ንብረቱ በጣምም የማይቀሰቅስ በጣም የማይሞቅበት እና መካከለኛ የአየር ንብረት ያለበት ሰዓት በመሆኑ ይህንን ሰዓት እንግዲህ ከሌሎቹ ሰዓት በተለየ አብልጬ እወደዋለሁ ማለት ነው። እና እንግዲህ የሌሎች ሰዓት ሰው የራሱን ምክንያት ሊያስቀምጥ ይችላል ማለት ነው። ይሄን ያልኩት እንግዲህ እንደኛ አካባቢ ተጨባጭ ሁኔታ የአየር ንብረትን መሰረት በማድረግ ነው ማለት ነው። ነገር ግን ደግሞ ወደ ሌላ አካባቢ ስሄድ በጣም የሚሞቅ ስለሆነ ጠዋት ከአሥራ አንድ ሰዓት ጀምሮ እስከ አንድ ሰዓት ያለውን ሰዓት የምመርጥበትም ጊዜ አለኝ ማለት ነው። ይሄንም የምመርጥበት ጊዜ የነበረኝ ለምንድነው ካላችሁኝ ሙቀት ከመሆኑ የተነሳ ነው እንግዲህ ክረምት ላይ ወደ ጅጅጋ አካባቢ ሄጄ ነበር ማለት ነው። በእኛ ክረምት ይባል እንጂ እንግዲህ እጅጋ ላይ ምንም አይነት ስዝናብም ሆነ ደመና የለም ማለት ነው። ፀሀዩ በጣም የሚያቃጥል እጅግ በጣም ሙቀት የሆነ ቀን ነው ማለት ነው። እና የሚውለው ስለዚህም እንግዲህ ጠዋት ያንን ቀን በጣም እወደዋለሁ ማለት ነው እና ይሄንን ቀን እንግዲህ በጣም አድርጌ የወደድኩበት ከዚህ አንፃር ነው ማለት ነው። እኛ አካባቢ ላይ ግን ያው ባልኩት መንገድ ነው ማለት ነው ፀሀዩ ሙቀት ስለሚሆን እንትን የሚል ስለሆነ ይሄንን ፀሀይ እንግዲህ እንደወድ ፀሀዩ እንዳይደበድበኝ ወይም ደግሞ ሙቀት እንዳያቃጥለኝ ማለት ነው። ይህንን የቀን ጊዜ በዚህ ቦታ ላይ ወድቼዋለሁ ማለት ነው እና እንግዲህ ሌላም ምክንያቶች ሊኖሩ ይችላሉ ማለት ነው። እንግዲህ ጠዋት እስከ አራት ሰዓት ባለው ወይም ደግሞ ጠዋት ላይ ምንም አይነት የሚበዛ ስራ የለም ማለት ነው እኛ ላይ ከአራት ሰዓት በኋላ ግን ከፍተኛ የሆነ የስራ ጫና ይኖራል ማለት ነው። እና ይሄ በመኖሩ ምክንያት እንግዲህ እኛ አካባቢ ላይ ከቀኑ ሰዓት ውስጥ ያንን እንድወደው ምክንያት ሆኖኛል ማለት ነው። እንግዲህ ስራ ጫና በሚበዛበት ጊዜ ሰዎችን በአግባቡ ለማስተናገድ በጣም አስቸጋሪ ስለሚሆን እንግዲህ ሰዎችም ከአራት ሰዓት በኋላ ነው ወደ ቢሮ የሚደርሱት ማለት ነው። ይህም የሆነበት ዋናኛ ምክንያቱ እንግዲህ ምንድነው ካላችሁኝ? ያው ራቅ ያለ ከክፍለ ሀገር እየመጡ ወይም ደግሞ ከገጠሩ አካባቢ እየመጡ ስለሆነ ጉዳይ የሚያስፈጽሙ በዛ ሰዓት እንግዲህ ከፍተኛ መቼናነቅ ይኖራል ማለት ነው። ከዛ ሰዓት በኋላ ስለዚህም ይህንን ሰዓት እንድመርጠው አድርጎኛል ማለት ነው። እና ሰውም እንግዲህ ምርጫ የጊዜ ምርጫውን ሲያደርግ የራሱ የሆነ ምክንያቶች ሊኖሩት ይችላሉ ማለት ነው። እና የኔ ምክንያት እንግዲህ ይህንን ይመስላል ማለት ነው። እንግዲህ ስለነበረን ጊዜ እንደዚህ ነው ሌላው ደግሞ የምወደው ደግሞ አንዳንዴ ከአሥራ አንድ ሰዓት በኋላ ያለውን ጊዜም እወደዋለሁ ማለት ነው። ይሄን የወደድኩበት ምክንያትም እንግዲህ ከአሥራ አንድ ሰዓት ጊዜ በኋላ ስራ ስንሰራ ውለን ስራችንን ጨራርሰን ቀጥታ ወደ ቤት የምንመለስበትና መክሰሳችንን በልተን ማለት ነው ያንን ከተመገብን በኋላ ለወክ የምንወጣበት ጊዜ ነው ማለት ነው። በዚህም ጊዜ የአየር ንብረቱ አሪፍ የሆነ ነው ማለት ነው ሙቀት የሚባል አይሆንም የተወሰነ ብርድ ያለው ቢሆንም ግን ደግሞ ያን ያህል ብዙ ባለመሆኑ የተወሰነ ጃኬት ወይም ደግሞ ባለቆፍ ያለው ሸሚዝ በመልበስ ቀጥታ ወደ ወክ በመሄድ ሰአታችንን በአሪፉ ማሳለፍ እንችላለን ማለት ነው። እና በአጠቃላይ እንግዲህ ያው የጊዜን ስንወስን የሰአቱን ስንወስን በተለያዩ መስፈርቶች መሰረት በማድረግ ይሆናል ማለት ነው። እና እናንተም ያደረጋችሁበት መስፈርት እንግዲህ የራሳችሁ የሆነ ምክንያት እና የተለያየ ምክንያቶች ሊኖራችሁ ይችላሉ ማለት ነው። እና ሁላችሁም የራሳችሁን ምክንያት ልትናገሩ ትችላላችሁ የኔ ምክንያት ግን ይሄ ነው ማለት ነው። እና ነው እና እንግዲህ የራሳችሁን ምክንያት እናንተ ማስቀመጥ ትችላላችሁ ማለት ነው። ቋሚ የሆነ አይደለም ማለት ነው እና አብዝቼ የምወደው የቀኑን ሰዓት እንግዲህ አሁን በነገርኳችሁ መሰረት ያለውን የቀን ሰዓት ሁለቱን የቀን ሰአቶች በትልቁ የምወዳቸው የጊዜ ክፍለ ጊዜዎች ወይም ደግሞ ከቀን ውስጥ የሚገኙ የሰአታት ጊዜዎች ናቸው ማለት ነው። እና እንግዲህ ይሄን ጊዜ በዚህ ሁኔታ ነው የምወደው ማለት ነው። እንግዲህ ስለተሰጠኝ እድል በጣም አድርጌ አመሰግናለሁ

ሰላም ሰላም ሰላም ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይሄ ለማቅረብ ለመናገር የወደድኩት በእጅ የሚሰራ ስራ ታደርጋለህ የሚለውን ጥያቄ ለመመለስ ይሆናል ማለት ነው። እንግዲህ በእጅ የሚሰራ ስራ በጣም በእጅ የሚሰሩ በጣም ብዙ ስራዎች አሉ ማለት ነው። እንግዲህ በእጅ ከሚሰሩ ስራዎች ለምሳሌ የሽመና ስራዎችን መውሰድ እንችላለን እንግዲህ በእኛ አካባቢ በእጅ የሚሰራ ስራ እናደርጋለን ማለት ነው ምክንያቱም ብዙ ሰዎች የሽመና ስራን እየሰሩ ነው የሚተዳደሩት ማለት ነው። ለምሳሌ ብንወስድ ሹራብ አለ ሹራብ ከጥለት የሚሰራ ሹራብ ማለት ነው። በሽቦ ተሰርቶ እንግዲህ ያንን ሹራብ እናደርጋለን ማለት ነው። እንደውም እኔ ቀደም ህፃን በነበርኩበት ጊዜ በራሴ እጅ እየሰራሁ ሹራብ እጠቀም እየሰራሁ እንግዲህ እንትን እል ነበር ማለት እለብስ ነበር ማለት ነው። እና ከዚህም ባለፈ ደግሞ እንዲሁ ኩታ የሚባል ነጠላ የሚባል አለ። ጋቢም የሚባል አለ እነሱን እየሰራን እለብስ ነበር ቤተሰብንም አለብስ ነበር ማለት ነው። እና በእጅ የተሰራ ስራ በጣም እወዳለሁ ማለት ነው። እና በየተሰራ ስራ ደግሞ እንዴ ሲነጻጸር አሁን ካለው በኢንዱስትሪ ወይም ደግሞ በፋብሪካ ከሚሰራው የልብስ ልብሶች ይልቅስ በጅ በየተሰራ ስራ በጣም እወዳለሁ ደግሞም በጣም ደስ የሚልና ለብዙ ጊዜ የሚያገለግል በጣም ሙቀትን የሚስብ ልብስ ነው ማለት ነው። በጣም ምቾት የሚሰጥ ነው እና ይሄን የእጅ ስራ እለብሳለሁ ወይ ማለት ነው። እንግዲህ ይህ የእጅ ስራ ለአሁኑ ለዘመናዊ ልብስ እንግዲህ መሰረት የጣለ ነው ማለት ነው። እና ይህን በመሆኑ እንግዲህ የእጅ ስራን በትልቁ ነው የምጠቀም ማለት ነው። እንግዲህ በእጅ የተሰራ ስራ አደርጋለሁ ማለት ነው። ሁላችሁም በእጅ የተሰራ ስራ ልታደርጉ ትችላላችሁ በርግጥም አብዛኛው ሰው በጅ የተሰራ ስራ ብዙ እናደርጋለን ማለት ነው። እንዲሁም ደግሞ ከልብስ በተጨማሪ እንግዲህ የተለያዩ ጌጣጌጦች በእጅ የተሰሩ ናቸው እና እነሱንም እናደርጋቸዋለን ማለት ነው። ለምሳሌ ብንወስድ እንግዲህ በእጅ የተሰራ መስቀል አለ መስቀል አሁን እንግዲህ በቀጥቃጭ ወይም ደግሞ በረት ቀጥቃጭ ብለን የምንጠራቸው እነዚህ ሰዎች ይህንን መስቀል ሰርተው ለተለያዩ ጌጣጌጦች እንጠቀመዋለን ማለት ነው። ከዚህም በተጨማሪ ደግሞ የጆሮ ጌጦች አሉ ሴቶች የሚጠቀሟቸው ማለት ነው። እነዚህ የጌሮ ጌጦችም በእጅ የተሰሩ የእጅ ስራዎች ናቸው ማለት ነው። ከእነዚህም በተጨማሪ እንግዲህ እንጥልጥል የሚባል ነገር አለ ይሄ እንጥልጥል የሚባለው እንግዲህ እኔም አሁን አድርጌዋለሁ ማለት ነው። ከነሃስ የተሰራ በእጅ የተሰራ ነው ማለት ነው። እና ይህንን እንጥልጥልም እጠቀማለሁ ይሄ ማለት ነው። እንዲሁም ደግሞ የተለያዩ ቀለበቶች አሉ በእጅ ላይ የሚደረጉ ቀለበቶች ከበር የተሰሩ ቀለበት ሊሆን ይችላሉ። እንግዲህ ይሄ ከብር የተሰራ ቀለበት ብዙ አገልግሎቱ አለው ማለት ነው። ከአገልግሎቱ መካከልም ለምሳሌ ከመጥፎ ነገር ይጠብቃል ተብሎ ይታመናል ማለት ነው። እንዲሁም ደግሞ ሌላ ስንሄድ ደግሞ ከመዳብ እየተሰራ ይህ ከመዳብ የተሰራ ቀለበት እንግዲህ ለተለያዩ እንደውም ለመጥፎ ነገሮች ማለትም እርኩስ መንፈስ እንዳይቀርብ ለማድረግ ተደግሞ በእጅ ይደረጋል ማለት ነው። እና ከእጅ የተሰራ ነገር በጣም ነው የምወድና የምትጠቀመውም የማደርገውም ማለት ነው። እና ሁላችሁም ከእጅ የተሰራ በእጅ የተሰራ ነገር እንደትጠቀሙ እጋብዛችዋለሁ ማለት ነው። ምክንያቱም እንግዲህ አብዛኛው አሁን ላይ ያለው የዘመናዊ ልብስም በሉት የዘመናዊ ጌጣጌጦች ድሮ በእጅ ከተሰሩት መሰረት በመመነሳት አሁን ላይ የደረሰበት ደረጃ ላይ ደርሰዋል ማለት ነው። እና እንደኛ እንደ ኢትዮጵያውያን ደግሞ እንግዲህ በእጅ የተሰራ ልብሶችን መልበስ በጣም ባህላችን ነው ማለት ነው። በተለይም በበዓል ጊዜ እነዚህን ከእጅ ተሰሩ ስራዎችን እንጠቀማለን ማለት ነው። እና ሁላችሁም እነዚህን ትጠቀሙ ዘንድ እጋብዛለሁ ማለት ነው። እኔ ብቻ ሳልሆን ሁሉም ሰው ይህንን ይወዳል ብዬ አምናለሁ ማለት ነው። ሌላው ደግሞ እንግዲህ በእጅ የተሰራ የምንለው እንግዲህ ቀሚስ የሚባል አለ ጥልፍ በጥልፍ የሚሰራ ቀሚስ ነው ማለት ነው። እኔ ብቻም ሳልሆን እንግዲህ ይህንን የሚለብሱት ሴቶቹ ናቸው ማለት ነው። እንግዲህ ሴቶቹ በበዓላት ጊዜ ለአዲስ አመት ሊሆን ይችላል እንዲሁም በጥምቀት እና በገና በዓላት ጊዜ ሴቶች ይህንን ለብሰው አምሮባቸው ውብ ሆነው ይወጣሉ ማለት ነውና። ይሄን ለብሰው ሲሄዱ በጣም ሴትነታቸውን የሚያስመሰክሩበት እጅግ በጣም የሚያምሩበት ኢትዮጵያዊነታቸውን መለያ የሚሆናቸው ነገር ስለሆነ ሁላችሁም ሴቶች ቢለብሱት እኔ በጣም ነው ደስ የሚለኝ እና እንድትለብሱ እጋብዛለሁ ማለት ነው። እኔም በእጅ የተሰራ አሁን ድረስ እለብሳለሁ ማለት ነው። ግን ያው እንግዲህ በእጅህ ቤት የተሰራ ቢሆንም ከሰው ተጎረቤቶቼ ገዝቼ ነው ማለት ነው። በፊት ላይ ግን እኔ ህፃን በነበርኩበት እና ሌላም ስራ ስላልነበረኝ ቆብ ሊሆን ይችላል ሌላም ነገር ሰርቼ

እሺ ሰላም ጤና ይስጥልኝ እንግዲህ በየተኛው እጅህ ትጽፋለህ ለሚለው ጥያቄ ምላሽ ለመስጠት እመጣለሁኝ ማለት ነው። እንግዲህ በየትኛው እጅህ ትጽፋለህ ለሚለው? እንግዲህ ሰው እንደየራሱ ልምድ በተለያየ እጁ ይጽፋል ማለት ነው። እንግዲህ ሁለት እጅ አለን ማለት ነው ግራና ቀኝ የሚባል እጅ አለ። እና ሰው እንግዲህ በሚመቸው ይጽፋል ማለት ነው። አብዛኛው ሰው ግን በቀኝ እጁን ለመጻፍ ይጠቀመዋል ማለት ነው። እና እንደ አብዛኛውም ሰው የምጠቀመው በቀኝ እጄ መጽሐፍ ነው ማለት ነው። እንግዲህ በግራ እጄ ለመጻፍ አልችልም ማለት ነው። ያልቻልኩበት ምክንያት ደግሞ በግራ እጄ ከመጀመሪያም እጽፍ ስላልነበረ ነው። እንጂ ከመጀመሪያ ጀምሬ በግራ እጄን የምጽፍ ቢሆን ኖሮ ልለምድ እችል እንደሆነ አያጠራጥርም ማለት ነው። ከዚህም መካከል ጓደኞቼ አሉ በግራ የሚጽፉና ግራኙ ምንላቸው ማለት ነው። ይሄም ኣወቀ ይባላልና። በግራ እጁ ሲጽፍ በጣም የሚያምር ቆሎ አስመስሎ ይጽፋል እንደውም ከእኔ እጅ ጽሁፍ ይልቅ የሱ የተሻለ እጅ ጽሁፍ አለው ማለት ነው። እና እንግዲህ ሰው እንደ ልምዱ ነው የሚጽፈው ብዬ አምናለሁ እንጂ በቀኝ በግራ ስለሆነ። ያን ያሃክል ልዩነት ወይም ደግሞ የቀኝ ያምራል የግራ ያምራል ብለን ልንናገር አንችልም ማለት ነው። እና እኔ የምጽፈው እንግዲህ በቀኝ እጄ ነው ማለት ነው። እና አሁንም እዚህ ዩኒቨርሲቲ ላይ ያለን ለራሱ የዩኒቨርሲቲ ጓደኛ አንድ አናኒ አናኒያ የሚባል ጓደኛ ነበረኝ። እና እሱ እንግዲህ የሚጽፍ በግራ እጁ ነው። እና በግራ እጁ የሚጽፍ ቢሆንም ግን ጽሁፉ ከእኛ የተሻለ ጽሁፍ ነው የሚጽፈው ማለት ነው። እና ለማለት ፈልጌ ነው እንግዲህ። በቀኝም ሆነ በግራ ዋናው የአጻጻፍ ልምዳችን ነው እንጂ በቀኝ ወይም በግራ የሚለው ነገር እኛን ሊወስን አይችልም ማለት ነው። እና ግን አብዛኛው ቢሰላ ወደ ሰማንያ ፐርሰንት የሚሆነው ሁሉም ሰው ማለት ይቻላል እንግዲህ ልምዱ ነገሮችን ማከናወን ማድረግ የሚችለው በቀኝ እጁ ነውና። ልክ ነገሮችን ማካናወን እንደሌሎቹ ማካናወን እንደሚችል በቀኝ እጁ ከሆነ ታዲያ በግራ እጁ ለመጻፍ ስለሚቸግረው እንግዲህ ሁሉም ሰው በአብዛኛው ማለት ይቻላል ሁሉም ሰው ማለት ባይቻልም ሰማንያ ፐርሰንት የሚሆነው ህዝብ እንግዲህ በቀኝ እጁ ይጽፋል ማለት ነው። እና እኔም እንደሌላው ሰው እንግዲህ ከአብዛኞች ሰው እመደባለሁ ማለት ነው። የምጽፈው በቀኝ እጄ ነው ማለት ነው። እና ነገር ግን ደግሞ በግራ እጄ የሆነ ነገር ስፈትል በግራ እጄ እጠቀማለሁ ለምን እንደሆነ ባላውቅም እንግዲህ አባቴም በግራ እጁ ይፈትላልና። መፍተል ለምሳሌ ቁንጫፍ አለ አይደለ የከብት እርሻ በምንሄድበት ጊዜ ያንን የምናነዳበት ወይም ደግሞ ያንን ስንነዳ የምንጠቀምበት በእርሻ ጊዜ ማለት ነው። ለጅራፉ ቁንጫፍ የእምፈትለው በግራ በግራ እጄ ነው ማለት ነው። እና ይሄ አሁን ልምድ ነው ማለት ነው። ይሄ የሆነበት ምክንያትም ህፃን ሆኜ እያለሁበት በነበረ ጊዜ አባቴ በግራ እጁ ይፈትል ስለነበረ እሱን ተመልክቼ እኔም በግራ እጄ እንደለመድኩ ነው ማለት ነው። የማስበውናም እንግዲህ እኔም ከመጀመሪያ እንግዲህ ወደ ትምህርት ቤት ስገባ ሌሎቹ ሰዎች ወይም ደሞ ጓደኞቼ በግራ እጃቸው የሚጽፉ ቢሆኑ ኖሮ እኔም በግራ እጄ እንደምጽፍ አልጠራጠርም ነበር ማለት ነው። እና እንግዲህ ልምድ ነው ማለት ነው። እንግዲህ በቀኝ ወይም በግራ ለመጻፍ ልምድ ነው ማለት ነው። ይሄ የሆነበት እንግዲህ ልምድ ነው ያልኩበት ምክንያት ይኸው አብዛኛው ሰው በቀኝ እጁ ስለሚጽፍ አብዛኛው ሰው በቀኝ እጁ ይጽፋል ማለት ነው። አሁንም እና እንግዲህ በቀኝ በግራ የሚባለው ነገር የልምድ ጉዳይ እንጂ ተፈጥሮ እንዳላመጣችብን ልናውቅ ይገባል ማለት ነው። እና መጻፍ እንግዲህ በተለያየ ነገር ልንጽፍ እንችላለን ማለት ነው። ስንጽፍ እንግዲህ በእርሳስ ሊሆን ይችላል ወይም ደግሞ በስክብሪቶ ሊሆን ይችላል። ስንጽፍ እንዲሁም ስንስል ማለት ነው ስዕላትን ስንነድፍ ወይም ደግሞ ስንስእል። የምንጠቀመው ተመሳሳይ ነው። አሁን ለምሳሌ እኔ የምጽፈው በግራ እጄ ነው ማነው በቀኝ እጄ ነው ብያችኋለው እና። በቀኝ እጄ ስለምጽፍ እንግዲህ ስዕል ስዕል ስዕልም በቀኝ እጄ ነው ንድፍ የማወጣ ስዕልን የምስል ማለት ነው እና። ስዕል መሳል እንዲሁም ደግሞ የተለያዩ ነገሮችን መጽሐፍ ተመሳሳይነት ስላላቸው የምንጽፈውም ሆነ የምንስለው በተመሳሳይ እጃችን ነው ማለት ነው። እና ሁላችሁም እንግዲህ አብዛኛው ሰማንያ ፐርሰንት የሚሆነው በስማንያ በቀኝ እጁ እንደሚጽፍ ነው ማለት ነው። የሚታወቀው ማለት ነው። እንግዲህ እኔ አሁን ከማውቃት ከኛ ከክላስ ውስጥ እንግዲህ ሁለት ተማሪዎች ብቻ ናቸው በግራ እጅ እሚጽፉ ያሉ ማለት ነው። ይሄ የሚያሳየው እንግዲህ ከሰማንያም በታች የሆነ በክላስ ስናየው በጣም ትንሽ ነው ማለት ነው። ግን እንደ አለም ብናየው እስከ ሰማንያ ፐርሰንት ቢደርስ ነው ብዬ ነው የማምን ማለት ነው። እና እንግዲህ እስከ ሃያ ፐርሰንት ነው የሚያምኑ ብዬ ነው የማምን ማለት ነው። እና እንግዲህ እንደዛ ነው። ስለተፈቀደልኝ ድል እጅግ አድርጌ እያመሰገንኩ በቀኝ እጄ ነው ወይስ በግራህ ለሚለው ጥያቄ

እሺ ሰላም ጤና ይስጥልኝ እንግዲህ በመጀመሪያ እዚህ ይህንን ጥያቄ ለማቅረብ እድሉ ስለተሰጠኝ እጅግ በጣም አድርጌ እያመሰገንኩ እንግዲህ የትኛውን ወቅት ትወደዋለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። በመጀመሪያ እንግዲህ ወቅት ስንል እንደ ኢትዮጵያ አራት የሚደርሱ ወቅቶች አሉ ማለት ነው። እነዚህም ጥቢ በጋ ክረምት እና በልግ ብለን እንከፍላቸዋለን በአራት ማለት ነው። እና እነዚህ አራት ወቅቶች ሶስት ሶስት ወራቶችን ይይዛሉ ማለት ነው። እና እኔ የምወደው እንግዲህ ሁለቱን ወቅት በጣም አድርጌ እወዳቸዋለሁ ማለት ነው። የመጀመሪያው እንግዲህ ጥቢ የሚባለውን ወቅት በጣም አድርጌ እወደዋለሁ ማለት ነው። የምወድበት ምክንያቱም እንግዲህ ዝናብ ወይም ደግሞ ክረምት ጉሙ ጭፍናው ጭቃው ሁሉ ጊዜ አልፎ አዲስ አመት የሚመጣበት እንደመሆኑ መጠን ይሄን ጥቢ የሚባለውን ወቅት በጣም እወደዋለሁ ማለት ነው። እንግዲህ በጥቢ ወቅት የተለያዩ ነገሮች ይኖራሉ ይህም ማለት ዝናቡ የሚያቆምበት እና ደግሞ አያዝመራ ቡቃያ የሚታይበት ወቅት ነው ማለት ነው። እንደዚህም እንደመሆኑ መጠን የተለያዩ እጽዋት የሚያብቡበት በጣም አሪፍ የሚሆኑበት ወቅት ነው ማለት ነው። እና በዚህም ወቅት እንግዲህ እኔ በጣም ደስ ይለኛል ማለት ነው ይሄም ወቅት። ሌላውን ወቅት ስናይ ደግሞ እንግዲህ ደግሞ ይሄ በልግ የሚባለውን ወቅት በጣም እወደዋለሁ ማለት ነው። ይሄ በልግ የሚባለው ወቅት ደግሞ እንግዲህ በጣም ደስ የሚል ነው። እንግዲህ በዚህ ወቅት እኛ አካባቢ ላይ አዝመራ የሚዘራበት ያው ዝናብም በብዛት የማይጥልበት ነገር ግን አልፎ አልፎ እየጣለ ምድሩ አረንጓዴ የሚሆንበትና አንዳንድ አዘርቶች የሚጣሉበት እና የሚዘራበት ወቅት በመሆኑ ይህንንም ወቅት እንደዚሁ እንደዛኛው ወቅት በጣም አድርጌ እወደዋለሁ ማለት ነው። እንግዲህ ሰው ወቅቶችን ሲወድ የራሱ የሆነ ምክንያት ሊኖረው ይችላል ማለት ነው። እኔ የራሴ ምክንያት አለኝ እንግዲህ እንደተናገርኩት እንደ አካባቢዬ ማለት ነው እነዚህን ምክንያቶችን ጠቅሻለሁ ማለት ነው። የመጀመሪያውን የጥቢ መስከረም ጥቅምትና ህዳር ወርን የወደድኩበት ዋናኛ ምክንያቴ እንግዲህ ክረምቱ አልፎ ጭቃው ጭፍናው አልፎ አበቦች የሚፈኩበት ፀሀይ የምትወጣበት አዲስ አመት የሚቆጠርበት በመሆኑ አዲስ ህይወት የሚቆጠርበት በመሆኑ ነው ብያለሁኝ። በሁለተኛ ደረጃ ደግሞ እነዚህኞች በልግ ወራትን እንደዚሁ መጋቢት ሚያዝያ ግንቦት የሚባሉት ማለት ነው። እነዚህ ወቅቶች እንግዲህ በጣም ደስ ይሉኛል ብያለሁ ከአካባቢው አንፃር ምክንያቱም ሰብል የሚዘራበት ዝናብ አልፎ አልፎ የሚጥልበት በመሆኑ መሬትም አረንጓዴ የምትሆንበት እና በጣም የምታስደስት ውብ የምትሆንበት አካባቢ በመሆኑ ነው ብያለሁ። እና ሌላውም የራሱ ምክንያት ሊኖረው ይችላል ማለት ነው። እንደየአካባቢው ወቅቶችን የሚወድበት ምክንያት እንግዲህ አንዳንድ አካባቢዎች ላይ ክረምትን ሊወዱ ይችላሉ። እንግዲህ ክረምትን የሚወዱበት ምክንያት ሊኖራቸው ይችላሉ። ለምሳሌ ወደ ሞቃት አካባቢ ያሉ ሰዎች ክረምትን ሊወዱት ይችላሉ ምክንያቱም በክረምት ያው ከፍተኛ የሆነ ፀሀይ ላይኖር ይችላል። ምክንያቱም የዳመና ግርዶሽ ስለሚኖር እንግዲህ ብዙ ከባድ የሚባል ፀሀይ ላይኖር ይችላል ማለት ነው። እና ይህንንም መሰረት አድርገው እንግዲህ ይህንን ወቅት ሊመርጡበት ይችላሉ ማለት ነው። እና ሁሉም ሰው የየራሱ ምክንያት ይኖረዋል ማለት ነው። የሚመርጥበት እንግዲህ የራሳችሁን ምክንያት ልታስቀምጡልኝ ትችላላችሁ? የኔ ግን ያው በዚሁ ምክንያት ነው ብያችኋለሁ ማለት ነው። ከዚህም በተጨማሪ ደግሞ በልግ ላይ እንግዲህ ደርቆ የነበረው ማለት ወንዞች ደርቀው ለከፍት እንኳን የሚሆን ውሃ ለማቅረብ ከባድ በሆነበት ወቅት ዝናቡ ይጥልና ወንዞች እንግዲህ ሞላ ሞላ ብለው ወይም ደግሞ በጣም ሙላት ባይጨምሩም ነገር ግን ለእንስሳት መኖ የሚሆን ያ ማለት ለእንስሳት መጠጥነት የሚያገለግል በወንዙ ላይ ውሃ ይመጣል ማለት ነውና ከሩቅ የምናመጣውን ውሃ ከቅርብ የምናገኝበት ወቅት በመሆኑ የበልግን ወራትም እንደዚሁ እንድወደው አድርጎኛል ማለት ነው። እና የበልግ ወራትም በጣም ደስ የሚለው ማለት ነው። ከመስከረም ቀጥሎ እንዲሁም ደግሞ መስከረም ጥቅምት እና ህዳር ላይ እንግዲህ አበቦች ስለሚፈኩ አበቦች አሪፍ ስለሚሆኑ ንቦች ያንን በመቅሰም እንግዲህ ማራቸውን በቀላሉ ማዘጋጀት የሚችሉበት ወቅት በመሆኑ ማርም ርካሽ የሚሆንበት ወቅት በመሆኑ ይህንን ወራት እንግዲህ በጣም አድርጌ እንደወደው ምክንያት አድርጎኛል ማለት ነውና። ምክንያቴ ከዚሁ ጋር የተገናኘ ነው ማለት ነው። እና ሁሉም የራሱ ምክንያት ሊኖረው ይችላል እስኪ ደግሞ የእናንተን ልታጋሩን ትችላላችሁ ማለት ነው? የኔ እንግዲህ ይሄንን ይመስላል ማለት ነው። ወራትን ስንመርጥ የራሳችን መሰረታዊ መለያ መንገድ

ሰላም ሰላም ጤና ይስጥልን እንዴት ናችሁ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የተጠየቁት ጥያቄም ሰዎችን በአይን ትመለከታለህ የሚለው ጥያቄ ነው ማለት ነው? እንግዲህ ሰዎችን በአይን እመለከታለሁ ማለት ነው። ምክንያቱም እንግዲህ የሰዎችን ስሜት ለመረዳት አይን ባይን ማየት አይናቸውን በአይን መመልከት በጣም ግድ ይላል ማለት ነው። ምክንያቱም ሰዎች ምን አይነት ስሜት ላይ እንዳሉ ለእኛ ያላቸውን እይታ ለመረዳት በአይን ልንመለከት ይገባል ማለት ነው። በተለይ ደግሞ ስብሰባ ወይም ደግሞ የተለያየ ጉዳይ ሰዎችን አሰባስበን መልእክት በምናስተላልፍበት ጊዜ ፊታችንን እየተመለከትን ሰዎችን መሆን አለበት ማለት ነው። ምክንያቱም ሰዎችን የማንመለከት ከሆነ እኛን እየተከታተሉን ይሁን አይሁን ሰልችተው ይሁን ደስተኛ ይሁኑ አይሁኑ ወይም ደግሞ በእኛ ተበሳጭተውብን ይሆን መረዳት ስለማንችል የግድ ሰዎችን እየተመለከትን አይን በአይን እያየን ልናስተላልፍ እንችላለን ማለት ነው። እና እንግዲህ በርግጥ የሚፈራ ሰው ከሆነ ሰዎችን ለማየት ሊያዳግተው ይችላል ማለት ነው። ሰዎችን መመልከት እኔ ግን ደግሞ ሰዎችን ሳልመለከት መልእክት ማስተላለፍ በጣም ይቀፈኛል ማለት ነው። ምክንያቱም የሰዎችን ስሜት ተረድቼ ነው መልእክት ማስተላለፍ የምፈልገው ማለት ነው። እንዲሁም ደግሞ ሰዎችን እንግዲህ በተለያየ መንገድ ለመረዳት አይን በአይን መመላከት በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ሰዎችን ካልተመለከትን መረዳት አንችልም ከዛ በዘለለ ደግሞ እንግዲህ ሰዎችን መልካቸውን ጥሩ ወይም ደግሞ መጥፎ መሆናቸውንም ካልተመለከትን እንግዲህ ስለ ሰዎች በደንብ ማወቅ መረዳት አንችልም ማለት ነው። እና ሰዎችን በደንብ አድርጎ መመልከት ያው እኔ አያስፈራኝም ሰዎችን በደንብ እመለከታለሁ ማለት ነው። እና እንደውም አንድ ጎደኝ እያወራን ባለበት ጊዜ አይን አይኑን እያየሁ ነው የምወራት የምፈልገው እና አይን አይኑን እያየሁ በማወራበት ጊዜ በጣም ያፈርና አርቡቅ ይላል ማለት ነው ምን ሆነህ ነው? የምትመለከተኝ አፈጠጥክብኝ ሁላ ይለኛል። ነገር ግን እኔ ዝም ብዬ አይ አላየሁም እያልኩ እንደዚሁ ያው ማየቴን እቀጥላለሁ ማለት ነው። ምክንያቱም እሱን ካላየሁት እንግዲህ ትኩረቱ ምን ላይ እንደሆነ እኔን እየተቀበለኝ ነው ወይስ አይደለም የሚለውን ለመረዳት ስለምቸገር እኔ የግዴታ እሱን እየተመለከትኩ ነው ማለት ነው። መልእክቴን የማስተላልፍ እና ሁላችሁም የምነግራችሁ እንግዲህ መልእክት በምታስተላልፉበት ወይም ደግሞ ስብሰባ በምትመሩበት ጊዜ እንዲሁም የተለያዩ ጉዳዮችን ለሰዎች ለማሳወቅ በምትፈልጉበት ጊዜ ከዛም በተጨማሪ ደግሞ የሰዎችን ሁለንተናዊ ነገር ለመረዳት ሰዎችን በደንብ ማየት እንደሚጠበቅባችሁ እነግራችኋለሁ ማለት ነው። እና በተለይ ስብሰባ በምትመሩበት ጊዜ ሰዎችን እየተመለከታችሁ ቢሆን ይመረጣል ማለት ነው። በአይን ይገባል ይላል የሀገሬ ሰውና ሰዎችን በአይን በአይን እያያችሁ እነሱም ወደ እናንተ እየተመለከቱ ቢስተላለፍ ጥሩ ነው ማለት ነው። ማለትም መልእክት ለሚያስተላልፈውም ሰው ብቻ ሳይሆን መልእክቱን የሚቀበለው ወይም ደግሞ መልእክቱን የሚያደምጠውም ሰው ሁሉ መልእክት ከሚያስተላልፈው ሰው ፊት ለፊት አይኑን እየተመለከተ ወይም ደግሞ ሰውየውን እያየ መልእክቱን መቀበል ይኖርበታል ማለት ነው። ምክንያቱም ሰውየውን ሳናይ ርቡቅ ብለን ወይም ደግሞ ፊታችንን አዛውረን ከሆነ የሰውየውን ስሜት መረዳት አንችልም ማለት ነው። በቀልድ ይነግረን በፈዛዛ ይነግረን ወይም ደግሞ ከልቡ ይሁን ለመረዳት የግድ የሰውየውን ፊት ለፊት እያየን ፊቱን ወይም ደግሞ የፊት አገላለጹን ስሜቱን የምንረዳበት በመሆኑ ፊት ለፊት ሰዎችን ማየት በጣም ጥሩ ነው ማለት ነው። እና እኔም ሰዎችን ማየት ያስደስተኛል ማለት ነው። ሰዎችን እየተመለከትኩ ነው መልእክትም የማስተላልፈው መልእክትም የምቀበለው ማለት ነው። እና እናንተም እንደዚሁ እንድታደርጉ እመክራችኋለሁ ማለት ነው። እና መልእክት ማስተላለፍ እንግዲህ ከዚህ ጋር ይገናኛል ማለት ነው። እና ሰዎችን ትመለከታለህ ለሚለው አዎ የሚል ምላሽ አለኝ ማለት ነው። እንግዲህ ሰዎች እንደየባህሪያቸው ሊለያይ ይችላል አንዳንድ ሰዎች ሰውን መመልከት ሊያስፈራቸው ይችላል ማለት ነው። እንግዲህ ሰዎችን መመልከት የሚያስፈራቸው ሰዎች አይን አፋር የሚባሉ ሰዎች ናቸው ማለት ነው። እና እነዚህ ሰዎች እንግዲህ መልእክትን ከማስተላለፍ አንፃር ያልተሳካላቸው ተብለው ከሚመደቡት ውስጥ አንዱ ሊሆኑ ይችላሉ ማለት ነው። ምክንያቱም መልእክትን ሰውን አይን በአይን ካላየን መልእክታችንን ለማስተላለፍ አዳጋች ስለሚሆን ሁላችሁም እንግዲህ ከዚህ በኋላ ሰውን አይን በአይን እያያችሁ መልእክት ስታስተላልፉ ሊሆን እንደሚገባ አሁኑኑ ልትረዱ ይገባል ማለት ነው። እና መልእክት ስታስተላልፉ እንደዚህም መሆን አለበት ማለት ነው። እና መልእክትም ስታስተላልፉ ከሰዎች ፊት ላይ ቆማችሁ መሆን አለበት እንጂ መሃል ላይ ሆናችሁ መሆን የለበትም ምክንያቱም ሰዎች በትኩረት እንዲከታተሏችሁና ሀሳባችሁንም በደንብ እንዲቀበሉ

እሺ ሰላም ጤና ይስጥልኝ እንግዲህ ለጠየቃችሁኝ ጥያቄ ምላሽ መስጠት እወዳለሁ ማለት ነው። እንግዲህ ጥያቄውም እንዲህ ይላል ስጦታ መስጠት ትወዳለህ ይላል? አዎ ስጦታ መስጠት እንግዲህ እወዳለሁ ማለት ነው። እንግዲህ ስጦታ መስጠት ሲባል እንግዲህ የተለያዩ ለተለያዩ ሰዎች ስጦታን ማበርከት ማለታችን ነው። እንግዲህ ስጦታን ማበርከት ስንል። በብዙ መንገድ ሊሆን ይችላል። በመጀመሪያው ደረጃ ለማስታወሻነት የሚሰጥ እቃ አለ ስጦታ ማለት ነው። ይህ ስጦታ እንግዲህ ልብስም ሌላ አይነት እቃም ሊሆን ይችላል። እንዲሁም ገንዘብ ሊሆን ይችላል ማለት ነው። እና እኔ ግን ከእነዚህ መካከል መስጠት የሚያስፈልገኝ እቃ ወይም ደግሞ ጌጣጌጥ የሆነ ነገር ነው ለፍቅረኛዬ እንደ ማስታወሻነት ለመስጠት ከሆነ ማለት ነው። እና እንደውም የማስታውሰው አሁን በቅርብ ጊዜ ለፍቅረኛዬ ስጦታ ሰጥቻታለሁ ማለት ነው። ይህንን ስጦታም እንግዲህ ስሰጣት ያው ያንን በዛ ስጦታ እንድትደሰት አድርጌያለሁ ማለት ነው። እና ይሄ ስጦታ እኔን እንዳትረሳኝ አድርጓታል ማለት ነውና። እና ስለዚህ ስጦታ መስጠት በጣም አሪፍ ነው እንዳንረሳ ያደርገናል ማለት ነው። ስጦታ መስጠት በጣም አስፈላጊ በመሆኑ ሁላችንም ስጦታ ልንሰጥ ይገባል ማለት ነው። ከዛ በዘለለ ደግሞ ለቤተሰቦቻችን የምንሰጠው ስጦታ አለ ማለት ነው። እንግዲህ ለቤተሰብ የምንሰጠው ልብስ ሊሆን ይችላል አሁን ለምሳሌ እኔ ለአባቴ ከዩኒቨርሲቲ ስመለስ ጃኬት ሰጥቼዋለሁ ማለት ነው። ካፖርት የሚባለውን ማለት ነው። ደካማም እንደመሆኑ መጠን ብርድ ምናምን ሊያጠቃው ስለሚችል ይህንን ልብስ እንግዲህ ለአባቴ ገዝቼ ሰጥቼዋለሁ ማለት ነው። ይህም እንግዲህ እኔን እንዳይረሳኝ ለማድረግ ይሆናል ማለት ነው። እና ለማስታወሻነት ብዬ ይሄንን ልብስ ሰጥቼዋለሁ ማለት ነው። እና ሁላችሁም እንግዲህ ለምትወዱ ሰው ስጦታ ልትሰጡ ትችላላችሁ ማለት ነው። ሌላው ደግሞ ለክፍል ጓደኞቻችሁ ክፍል ትምህርት አልቆ ወደተለያየ ቦታ ለምትሄዱ ከሆነ ለጓደኞቻችሁ ስጦታ ብትሰጡ ላለመረሳት ይሆናል ማለት ነው። እና ሁላችሁም እንግዲህ ስጦታ ልትሰጡ ይገባል ማለት ነው። ስጦታ እንዳንረሳ የሚያደርግ ጉዳይ በመሆኑ ስጦታ እንግዲህ ለሁላችንም ብንሰጥ በጣም አሪፍ ነው ብዬ ነው የምወስደው ማለት ነው። ስጦታ መስጠት በጣም ደስ ይላል። ሌላው ደግሞ እንግዲህ ስጦታ መስጠት ስንል እንግዲህ ስጦታ መስጠት ስንል ማለት ነው። በገንዘብ እርዳታን መስጠትም ሊሆን ይችላል ማለት ነው። ለደካማዎች እንግዲህ ለአቅመ ደካማዎች ሊሆኑ ይችላሉ የተለያዩ የአካል ጉዳት ላለባቸው ሰዎች በስጦታ መልክ የተለያየ ገንዘብ ወይም ልብስ ወይም ደግሞ የእህልም ሊሆን ይችላል ስጦታ ልንሰጥ እንችላለን ማለት ነው። እና ስጦታ መስጠት በጣም አሪፍ ነው በእግዚአብሔር ዘንድም የተፈቀደና ሊሆን የሚገባው ነገር ነው ማለት ነው። ምክንያቱም እግዚአብሔርም እንግዲህ ስራብ አብልተኸኛል ስጠማ አጠጥተኸኛል ወይ ስታስር ጠይቀኸኛል ወይ የሚል ቃል አለና። ይሄ ማለት እንግዲህ ስጦታን የሚያሳይ ነገር ነው ማለት ነው። መስጠት እንደሚያጸድቅ መስጠት መንግስተ ሰማያት የሚያስገባ ነገር በመሆኑ ስጦታ መስጠትን ሁላችንም ልንለማመደው የሚገባ ነገር ነው ማለት ነው። እንግዲህ ስጦታ መስጠት እንግዲህ ምንድነው ለምሳሌ ለቤተክርስቲያንም የምንሰጥበት አጋጣሚ አለ ማለት ነው። አስራት የሚባል ነገር አለ ከሰራነው አስረኛ አንድ አስረኛ የሚሆነውን በስጦታ መልክ ለቤተክርስቲያን ልናበረክት ይገባል ማለት ነው። እንግዲህ አስራት ስንት? ለምሳሌ መቶ ብር ከሰራን መቶ ብር የቀን ገቢ ካለን ከዛች መቶ ብር ውስጥ አስሩን ብር ለቤተክርስቲያን መስጠት ክርስቲያናዊ ግዴታችን ነው ማለት ነው። እና ይህም ስለሆነ እንግዲህ ስጦታ መስጠት ከሁላችንም የሚጠበቅ ጉዳይ ነው ማለት ነው። ከዚሁ አንፃር ደግሞ አንድ ሺህ ከሰራን መቶውን መስጠት ለቤተክርስቲያን መስጠት በጣም ጥሩ በመሆኑ ሁላችንም ስጦታ መስጠት ይኖርብናል ማለት ነው። እንግዲህ ቤተሰብ ስጦታ መስጠት በዚህ ነው ማለት ነው። እና ስጦታ መስጠትን ልንለማመደው የሚገባ ጉዳይ ነው ማለት ነው። እኔ እንግዲህ ስጦታ መስጠት በጣም ነው ደስ የሚለኝ ማለት ነው። ስጦታ መስጠትን የለመድኩት እንግዲህ ነው ማለት በአካባቢዬ የሚኖሩ ሰዎች ለሰው መስጠት ለሰው መኖር ስለሚያስደስታቸው። እኔም ደግሞ የነሱን ፍላጎት እና የነሱን ተሞክሮ በመያዝ ለሰው ልጆች ስጦታ መስጠት እና ማበርከት በጣም ደስ ይለኛል ማለት ነው። እንዲሁም ለቤተክርስቲያንም ስጦታን ማበርከት በጣም ደስ ይለኛል። እንግዲህ ለቤተክርስቲያን ስጦታን በምናበረክትበት ጊዜ እግዚአብሔር አምላክ ያለንን ይባርክልናል ይቀድስልናል ማለት ነው። በርግጥም ለቤተክርስቲያን ብቻ ሳይሆን ለሰው እንኳን ብንሰጥ ሰው ማለት የእግዚአብሔር ቤተክርስቲያን ነውና ለሰው የሰጠነው እግዚአብሔር ስለሚመዘግብልን የሰጠነውን እግዚአብሔር ይመዘግብልናል ማለት ነው። እና እንደዛም ስለሆነ ሁላችንም እንግዲህ ልንሰጥ ይገባል ማለት ነው። ስጦታ መስጠት ከሁላችንም የሚጠበቅ ነገር ነው። ምክንያቱም የምንሰራውን ሁሉ የሚባርክልን እሱ እግዚአብሔር አምላክ ስለሆነ ያ እንዲባረክ

ሰላም ሰላም ጤና ይስጥልኝ እንግዲህ ዛሬ ላይ ቅሬታዎችን እንዴት ታስተናግዳለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ቅሬታዎችን በተለያየ እንግዲህ በተለያየ ነገር ቅሬታ ሊኖር ይችላል ማለት ነው። የሰው ልጅ እንግዲህ በተለያየ ምክንያት ግጭት ይፈጠራል ማለት ነው። እናም በነዛ ግጭቶች ምክንያት ቅሬታ ውስጥ ልንገባ እንችላለን ማለት ነው። እና እነዚህን ቅሬታዎች እንግዲህ በጣም ጥሩ በሆነ መንገድ ቅሬታዎችን መፍታት ይጠበቅብናል ማለት ነው። እንግዲህ ስለሆነም እነዚህን ቅሬታዎች ለመፍታት የተለያዩ ዘዴዎችን እጠቀማለሁኝ ማለት ነው። እና ቅሬታ ሲመጣ እንግዲህ ቅሬታው ምን ላይ እንደሆነ ለምን እንደሆነ እና በምን ምክንያት እንደሆነ በመጀመሪያ የቀረበውን ምክንያት ከስር እስከ ምንጩ እረዳለሁኝ ማለት ነው። እና ቅሬታዎችን በደንብ ካጤንኩና ከተረዳሁ በኋላ ቅሬታው ከእኔ ወይም ደግሞ ከሰዎች ችግር እንደሆነ በደንብ ከተረዳሁ በኋላ የኔም ችግር ካለብኝ ችግሬን አስተካክላለሁ ማለት ነው። እንዲሁም ደግሞ ቅሬታው እንግዲህ ሳያውቁ እኔ ሳልስሳት እነሱ ትክክል መስሏቸው ቅሬታ ከመጡም ደግሞ ይሄ እኮ ልክ ከዚህ አንፃር አዳው ብለህ ነው እንጂ በሚል ለዘብ ባለ አነጋገር ቅሬታዎችን ልንፈታ ይገባል ማለት ነው። እና በዚህ መንገድ ነው ቅሬታዎችን የምፈታ። እንዲሁም ደግሞ እንግዲህ ቅሬታዎች ካልተፈቱ በጣም ከባድ ናቸው ማለት ነው። ምክንያቱም ስራ በአንድ የምንሰራ ከሆነ እነኚህን ቅሬታዎች ካልፈታናቸው ለስራ መበላሸት እና ስራችንን በቀልጣፋና በጥሩ ሁኔታ ለማስጨረስ ስለማያስችል ቅሬታ የግድ መፈታት አለበት ማለት ነው። እና ቅሬታዎች ምንም አይነት ቅሬታ ብዙም ቢሆኑ እንኳን እነዛን ቅሬታዎች ሰላማዊ በሆነ መንገድ ልንፈታ ይገባናል ማለት ነው። እና ቅሬታ በጣም አስፈላጊ ነገር ነው ቅሬታን መፍታት ማለት ነው። እና ከሁላችንም ይጠበቃል ሁላችሁም ቅሬታዎችን በሰላማዊ መንገድ ልትፈቱ ይገባል ማለት ነው። እንጂ ቅሬታዎችን እያባባስን መሄድ የለብንም ማለት ነው። እንግዲህ ቅሬታ ከብዙ ቦታ ሊመጣ ይችላል ማለት ነው። አንደኛ ቅሬታ ከጓደኛ ሊመጣ ይችላል እንግዲህ ከጓደኞቻችን ላይ የሚመጡ ቅሬቶች በተለያየ ምክንያት ከጓደኛችን ጋር አላስፈላጊ ነገሮችን ልንገባ እንችላለን ማለት ነው። እና እነዚህን የገባናችውን አላስፈላጊ የገባናችውን ቅሬታዎች እኛ በሰላማዊ መንገድ ለመፍታት መሞከር በጣም አስፈላጊ የሆነና መደረግ ያለበት ነገር ነው ማለት ነው። ስለዚህም ቅሬታዎችን ለመፍታት መጠንከር ያስፈልጋል ማለት ነው። እንጂ ቅሬታዎችን ማበባስ ምንም የማይረባ ነገር እና የማይጠቅም ስለሆነ ሁለችንም ቅሬታዎችን ልንፈታ ይገባናል ማለት ነው። እንግዲህ ቅሬታ በሌላ መንገድ ደግሞ ቅሬታ እንግዲህ ከቤተሰብ ሊመጣ ይችላል ማለት ነው። ከቤተሰብ ጋር እንግዲህ በተለያየ ምክንያት ቅሬታ ውስጥ ልንገባ እንችላለን ማለት ነው። ይሄም ማለት በቤት ውስጥ ስራ ታዝዝን እነዛን ስራዎችን በአግባቡ መስራት ሳንችል ስንቀር ከቤተሰቦቻችን ጋራ ቅሬታ ውስጥ ልንገባ እንችላለን ማለት ነው እና ይህንን ቅሬታ በምንገባ ጊዜ የሚመጡትን ቅሬታዎች እንግዲህ ተቀብለን ጥፋቱ ከእኛ ከሆነ እነዛን ለማስተካከል መሞከር ከእያንዳንዳችን የሚጠበቅ ነገር ነው ማለት ነው። እና ቅሬታን ያው ተግባራዊ ማድረግ ወይም ደግሞ በሰላማዊ መንገድ መፍታት ከሁለችን የሚጠበቅ ነገር ነው ማለት ነው። ቅሬታዎችን መፍታት በጣም ያስፈልጋል ማለት ነው። ሌላኛው ደግሞ ከፍቅረኛ የሚመጣ ቅሬታ ሊሆን ይችላል ይህ ማለት ከፍቅረኛችን ጋር እንግዲህ በተለያየ ምክንያት ቅሬታ ውስጥ ልንገባ እንችላለን ማለት ነው። አንደኛው እንግዲህ ለፍቅረኛችን ማሟላት ያለብንን ነገር ሳናሟላላት ስንቀር ከፍቅረኛችን ጋራ ቅሬታ ውስጥ ልንገባ እንችላለን ማለት ነው። እንግዲህ ይሄ ቅሬታ ከእሷ ሲዘነዘር እንግዲህ ያንን ቅሬታ ለመፍታት ያስፈልጋል እናም ቅሬታውን ፈቶ ወደ ነበረ ወደ ቀድሞ ሰላማዊ ሁኔታችን መመለስ ያስፈልጋል ማለት ነው። እንዲሁም ደግሞ ቅሬታ እንግዲህ ከፍቅረኛችን ሰዓትን ባለማክበርም ቅሬታ ሊመጣ ይችላል ማለት ነው። እንዴት ነው ሰዓትን አለማክበር ሲባል እንግዲህ በዚህ ቀን መገናኘት ይኖርብናል ተብለን እኛ ያንን ቀን ሳናሟላ ወይም ደግሞ ያንን ቀን ተግባራዊ ሳናደርግ ስንቀር። ፍቅረኛችን ጋራ ቀረ ተቃራኒ ወይም ደግሞ ቅሬታ ውስጥ ልንገባ እንችላለን ማለት ነው። እና ቅሬታ ውስጥ በምንገባበት ጊዜ ያንን ቅሬታም እንዲሁ መፍታት ያስፈልጋል ማለት ነው። ለምሳሌ እዛ ሳንገኝ የቀረንበት ወይም ደግሞ በሰአት ያልደረስንበት ወይም ደግሞ ቃላችንን ያላከበርንበት በቀኑ ያልተገኘንበት ዋናኛ ምክንያት የስራ ብዛት ሊኖር ይችላል ማለት ነው። እንግዲህ የስራ ብዛት ከኖረ ደግሞ ለጓደኛችን በግልጹ መናገር በስራ ብዛት ነው ነገ ወይም ደግሞ ከነገ ወዲይ ወይም ደግሞ በሚቀጥለው ሳምንት ልንገናኝ እንችላለን ብሎ።

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ እህል መፍጨት ታውቃለህ ለሚለውን ጥያቄ ምላሽ ልሰጥ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ይሄንንም ጥያቄ ስትጠየቅ በደስታ ምላሽ ለመስጠት ነው ማለት ነው ወደ እናንተ የመጣሁት። እንግዲህ እህል መፍጨት አውቃለሁ እህል መፍጨት ማለት እንግዲህ እህል አለ ወይም ያ እህል ለምግብነት የሚውል እህል ነው ማለት ነው የሚፈጨው። እንግዲህ ያ እህል የሚፈጨው እህል ማለት ነው ጤፍ ሊሆን ይችላል እንዲሁም ደግሞ በቆሎ ማሽላ የተለያየ የህል አይነት ወይም ደግሞ ስንድ የህል ሊሆን ይችላል ማለት ነው። እንግዲህ ይህ እህል የሚፈጨው በዋናነት ለምግብነት ተወክቶ ለምግብነት ለማዋል ነው ማለት ነው። እና ለምሳሌ ጤፍ አለ ጤፍም ተፈጭቶ ነው ለምግብነት የሚውለው ማለት ነው። እና ይህንን ጤፍ ለመፍጨት የግድ መሳሪያ ያስፈልገናል ጤፍን እንደሌሎች እህሎች በድንጋይ ወይም ደግሞ በወፍጮ ለመፍጨት በድንጋይ ወፍጮ ለመፍጨት በጣም ያስቸግራል ማለት ነው። ይህም ስለሆነ እንግዲህ ጤፍን የምናስፈጨው ወፍጮ ነው ማለት ነው። ይህ የወፍጮ እንግዲህ በመብራት ወይም ደግሞ በናፍታ በሚዘጋጅ ወፍጮ ልናስፈጨው እንችላለን ማለት ነው። እንግዲህ ይህንን ካስፈጨን በኋላ ዱቄት ይሆናል ማለት ነው። እናም ያ ዱቄት እየተቦካ ለእንጀራ ወይም ደግሞ ለተፈለገው አይነት የምግብ ፍጆታ እናውለዋለን ማለት ነው። ሌላው ደግሞ በሁለተኛ ደረጃ በቆሎ ሊሆን ይችላል ማለት ነው። እንግዲህ ይሄን በቆሎ ልክ እንደ ጤፍ ሁሉ በወፍጮ በመብራት ወይም ደግሞ በናፍጣ ወፍጆ ይፈጭና ለዳቦ ወይም ደግሞ ለእንጀራ ወይም ደግሞ ለቂጣ ለግንፉ በቃ ለምንፈልገው ለማንኛውም ለምግብ አይነት ልናውለው እንችላለን ማለት ነው። ከዚህም በተጨማሪ እንግዲህ ደግሞ ስንዴንም እንዲሁ ልንጠቀመው እንችላለን ማለት ነው። ስንዴንም በተመሳሳይ እንደ በቆሎና ጤፍ ተወፍጮ ነው ማለት ነው የምናስፈጨው ይህም ወፍጮ ከመብራት ወይም ደግሞ ከናፍጣ የተዘጋጀ ሊሆን ይችላል ማለት ነው። ነውና ይህንን ምግብ እንግዲህ ስንዴን በደንብ ካስፈጨን በኋላ በማፍካት ለዳቦ ወይም ደግሞ ለእንጀራ እንድጠቀመው እንችላለን ነገር ግን እኛ አካባቢ በብዛት የምንጠቀመው ለእንጀራ ጤፍን ብቻ ነው ማለት ነው። ስንዴና ዳቦ ተቀላቅሎ እንግዲህ ስንዴና በቆሎ ተቀላቅሎ ለዳቦ ይሆናል እንጂ እንጀራ እኛ አካባቢ አንጠቀመውም ነገር ግን አንዳንድ አካባቢዎች ላይ ስንዴን በመወጋገር ለእንጀራ ይጠቀሙታል ማለት ነው። እንደኛ አካባቢ ግን ስንዴን አንጠቀመውም ማለት ነው። እና ሌሎችም ደግሞ እህል የምንፈጭባቸው አሉ ለምሳሌ ደረቆት የሚባል አለ ደረቆትም እንግዲህ ከበቆሎ ነው ወይም ደግሞ ከስንዴ ሊሆን ይችላል ማለት ነው። እና ይህ ደረቆት በመጀመሪያ ይቅቀላል ማለት ነው። ከተቀቀለ በኋላ ትንሽ ፀሀይ እናስመጥተዋለን ለማድረቅ ማለት ነው። እንግዲህ ትንሽ ይደረቅ ካለ በኋላ ወይም በደንብ ከደረቀ በኋላ እሱ እንደየአካባቢው ሊለያይ ይችላል። ቀጥታ ወደ መቁላት ነው ማለት ነው የምንሄደው። እንግዲህ እንቆለዋለን በጣም አሳርረን ጥቁር እስተሚመስል ድረስ ከአጠቆርነው ወይም ደግሞ ታሳረርነው በኋላ ቀጥታ በድንጋይ ወፍጮ በቧቡር እንፈጫለን ማለት ነው። እና ይህም እንግዲህ ለድፍድፍነት ወይም ደግሞ ወደ ርቆት ተብሎ ይጠራል ለዛ ያገለግላል ማለት ነው። ሌላ ደግሞ እንግዲህ በወፍጮ የምንፈጨው ክክ አለ ማለት ነው። ይሄ ክክ ወይም ደግሞ ሽሮ ማለት ነው ከጓያ ከባቄላ ወይም ደግሞ ካተር ሊዘጋጅ ይችላል ማለት ነው። እና ይሄንን በመፍጨት ለሽሮ ወይም ደግሞ ለማሻ እንጠቀመዋለን ማለት ነው። እና እህል መፍጨት አውቃለሁ ማለት ነው። እኛ አካባቢ እንግዲህ እህልን በእጅ በወፍጮ የመፍጨት ነገር የተለመደ ነው ነገር ግን አሁን አሁን ላይ ትንሽ መብራት ከመጣ ወይም ደግሞ ይሄ ወፍጮ ከመጣ በኋላ በዛ የማስፈጨት ሂደት አለ ማለት ነው። ይህም የሆነበት ምክንያት ደግሞ ጊዜን የሚቆጥፍ የማያደክም በመሆኑ ቀጥታ በወፍጮ በዚህ በህል ወፍጮ እናስፈጫለን ማለት ነው። ነገር ግን አሁን ድረስ እንግዲህ የኔ እናትም ቢሆን ደረቆት ወይም ደግሞ ይሄን ሽሮ እና የመሳሰሉትን ክክ የመሳሰለውን ነገር የምትፈጨው በእጅዋ እቤት ውስጥ ነው ማለት ነው። እና እንግዲህ ይሄንን እንደየ አከባቢው ይለያያል ማለት ነው። ይሄ ወፍጮ ከድንጋይ የተዘጋጀ ወፍጮ እንግዲህ በታዛ ይተከላል ማለት ነው። ተተክሎ በጭቃ ይሰራልና ዙሪያውን በንብርክ ሆኖ የሚያስፈጭ ማለት ነው። ለመፍጨት የሚያመች ተደርጎ ይዘጋጃል ያ ከተዘጋጀ በኋላ በድንጋይ ወፍጮ እየተፈጨ ለተፈለገው አላማ ይውላል ማለት ነውና። እንግዲህ እህል መፍጨት ለእነዚህ አላማዎች ያገለግላል ማለት ነው። እንግዲህ አንዳንድ እህሎች ያው ተፈጭተው ዱቄት ሆነው ስለሚበሉ ነው እንጂ እንዲሁም እዝምሎ ለምግብነት የሚውል።

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ ለተጠየቁትን ጥያቄ ለመመለስ በፍላጎት ወደዚህ መጥቻለሁ ማለት ነው። እንግዲህ ከጥያቄው ስነሳ እንደገና ጥቅም ላይ ማዋል ታደርጋለህ ይላል አዎ እንግዲህ እንደገና ጥቅም ላይ መዋል አደርጋለሁኝ ማለት ነው። እኔ ምክንያቱም ነገሮቼን እንደገና ጥቅም ላይ መዋል በጣም አስፈላጊ የሆነ ነገር በመሆኑ። ጥቅም ላይ ማዋል በጣም አስፈላጊ ነው ማለት ነው። ምክንያቱም ያሉን ምንጮች ወይም ደግሞ ሀብቶቻችን በጣም ትንሽ ከመሆናቸው የተነሳ የኛ ፍላጎት ደግሞ ትልቅ ነው ማለት ነው። እና ፍላጎታችን እና ያለው የሀብት መጠን ወይም ደግሞ ያሉት የተፈጥሮም ሆነ ሰው ሰራሽ ምንጮች ሀብቶች ከፍላጎታችን ጋር ስለማይመጣጠኑ የግድ ነገሮችን እንደገና መጠቀም በጣም አስፈላጊ ነው ማለት ነው። ለምሳሌ እንኳን ብንነሳ እንደገና ከምንጠቀማቸው ነገሮች ለምሳሌ ውሃ እንገዛለን ማለት ነው። እሺ ውሃ ከገዛን በኋላ ሃይላንድ አለ ያንን ሃይላንድ እንግዲህ እንደዚሁ ዝም ብለን አይደለም የምንጥለው ማለት ነው። ይልቅስ ያንን ሃይላንድ ለቃቅመን ወስደን ፋብሪካ ውስጥ ወስደን እንደገና መጠቀም ውሃ ታሽጎ በድጋሚ ሊመጣበት ይችላል ማለት ነው። እንዲሁም ደግሞ ከዛ በዘለለ ያንን ሃይላንድ እንግዲህ ለተለያየ አላማ ልንጠቀመው እንችላለን ማለት ነው። ያንን ውሃውን ከተጠቀምን በኋላ ለውሃ መቅጃነት ያገለግላል ማለት ነው። እና እንደገና ጥቅም ላይ መዋል ብዙ ጥቅሞች አሉት ማለት ነው። እንግዲህ ሀብትን ከመቆጠብ አንፃርም በጣም እንደገና መዋል በጣም አስፈላጊ የሆነ ነገር ነው ማለት ነው። ነገሮችን እንደገና የመጠቀም ነገር በጣም አስፈላጊ ስለሆነ ሁላችንም እንደገና መጠቀምን ይገባል ማለት ነው። እና እንደኔም ነገሮችን እንደገና ማድረግ አውቅበታለሁ እንደገና ጥቅም ላይ አውላለሁ ማለት ነው። እንጂማ ነገሮችን አንድ ጊዜ ብቻ ተጠቅመን የምንጥላቸው ከሆነ በጣም ዋጋ ያስከፍሉናል ማለት ነው። ውድ ይሆኑብናል ማለት ነው። እና አብዛኞቹ ነገሮች እንደውም እንደገና የምንጠቀማቸው በጣም ይበዛሉ ማለት ነው። እንግዲህ እንደገና ጥቅም ላይ መዋል ማለት የተጠቀምነውን ነገር ከተጠቀምን በኋላ ቀጥታ ወደ ሜዳ ወይም ደግሞ ዝም ብሎ ቆሻሻ ቦታ ወይም ደግሞ ዝም ብሎ አለመጠቀም ወይም አለመጣል ማለታችን ነው። እና ስለዚህ ይህንን ላለማድረግ እንደገና መጠቀም በጣም አስፈላጊ ይሆናል ማለት ነው። እንደገና መጠቀም እንግዲህ በጣም ጥሩ ነው ማለት ነው። እንደገና መጠቀም በግለሰብ ደረጃም ሆነ በሀገር ደረጃ እንዲሁም በአካባቢ ደረጃ በጣም ጠቃሚ የሆነ ጉዳይ ነው ማለት ነው። ምክንያቱም በሀገር ደረጃ ስንል እንግዲህ አንዳንድ ነገሮችን እንደገና የማንጠቀም ተሆነ አንዴ ብቻ ተጠቅመን የምንጥለቸው ከሆነ የተፈጥሮ ምንጮችን እንግዲህ በቶሎ ጨርሰን በጣም ከባድ ውስጥ እንገባለን ማለት ነው። እና ነገሮችን እንደገና የመጠቀም ነገር ሊኖር ይገባል ማለት ነው። ለምሳሌ እንደገና ከምንጠቀማቸው ነገሮች ብንወስድ የስልክ ባትሪን ብንወስድ ማለት ነው። ይህ የስልክ ባትሪ እንግዲህ እንደገና የምንጠቀመው ነው ማለት ነው። እንግዲህ ይህን የስልክ ባትሪ አንድ ጊዜ ቢቻ ተጠቅመን ሲያልቅም እንጥለው ከሆነ በየቀኑ መግዛት በጣም ከባድ ስለሚሆንብን እንደገና መጠቀምን ማድረግ አለብን ማለት ነው። ይህንን ባትሪ ቻርጅ በማድረግ ድጋሚ መጠቀም በጣም አስፈላጊ ነው ማለት ነው። እና እንደገና መጠቀም ማድረግ እንግዲህ በግለሰብ ደረጃ ይሄን የሚመስል ጥቅም አለው ማለት ነው። ገንዘብን ከመቆጠብ አንፃር ማለት ነው። እንዲሁም በሀገር ደረጃ ደግሞ እንግዲህ የአንድን ሀገር ሀብት ላለመጨረስ እንደገና መጠቀምን ማድረግ በጣም ጥሩ ነው ማለት ነው። ለምሳሌ ብንወስድ እንግዲህ እንጨት አለ እና ይሄን እንጨት ደኖችን መንጥረን ለማገዶነት እናውለዋለን ማለት ነው። ይህንን ለማገዶነት ከዋልን በኋላ ከሰል የሚባለውን ነገር ደግሞ በመውጣት ማለት ነው። ከእንጨቱ ላይ ከነደደው ከከሰለው ላይ ያንን ደግሞ እንደገና ለማገዶነት ስንጠቀም ጫካዎች እንዳይመነጠሩ ያደርገዋል ማለት ነው። እንዴት? ነው ከተባለ እሱ እንግዲህ ይሄ የነደዱ ነዶ በታበሰልበት በኋላ ያንን ከሰል እንደገና ደግሞ ለማብሰያነት ስንጠቀመው ጫካዎች እንዳይጨፈጨፉ ከማድረግ አንፃርም እና የሀገሪቱን የደን ብዛት ከመጨፍጨፍ መታደግ ያስችለናል ማለት ነው። እና እንደገና መጠቀም በጣም አስፈላጊና ልናደርገው የሚገባ ነገር እንደመሆኑ መጠን ሁላችንም ነገሮችን እንደገና ጥቅም ላይ መዋል ልንለማመድ እና ልንተገብረው የሚገባ ጉዳይ እንደመሆኑ መጠን ሁለችንም እንደገና መጠቀምን ልናደርግ ይገባል ማለት ነው። እንግዲህ እንደገና መጠቀምን እኔ ብቻ ሳልሆን ቤተሰብም ነገሮችን እንደገና ይጠቀማሉ ማለት ነው። እንደገና መጠቀም ጥቅሙን በከፍተኛ ሁኔታ ስለሚረዱ እነሱም ነገሮችን እንደገና እየተጠቀሙ ነው ያሉት ማለት ነው። እና እንግዲህ ሳጠቃልለው ነገሮችን እንደገና መጠቀም ከፍተኛ የሆነ ጥቅም ስላለው ሁላችንም ነገሮች

ሰላም ጤና ይስጥልኝ እንግዲህ እየቀረበልኝን ጥያቄ ምላሽ ለመስጠት በደስታና ደስ በሚል ሁኔታ ልመልስላችሁ እወዳለሁ ማለት ነው። እንግዲህ ከጥያቄ የተነሳ ጥያቄው ምን ይላል? በመስታወት ላይ ምን ያህል ጊዜ ታያለህ የሚለውን ጥያቄ መልስ ልሰጣችሁ እወዳለሁ ማለት ነው። በመስታወት ላይ ምን ያህል ታያለህ የሚለው እንግዲህ ያው በመስታወት ላይ ለረጅም ጊዜ ነው ማለት ነው። ፊቴን የማየው እና እንደውም ጓደኛዬ ይጓዝብኛል ምንድነው ይሄን ያክል እንደ ሴት የምታይ እያለ ሁላ ይቆጣኛል ማለት ነው። እና በመስተያየት ላይ ራስን ማየት እንግዲህ በጣም አስፈላጊ ነው ማለት ነው። ምክንያቱም የተለያየ ነገር በተለይ ጠዋት ተኝተን ስንነቃ ከእንቅልፋችን ስንነቃ በእንቅልፍ ልባችን ወይም ደግሞ ሌሊት ተኝተን ማለት ነው በፊታችን ላይ ወይም ደግሞ በጉንጫችን የተለያየ መጥፎ ነገሮች ሊኖሩብን ስለሚችሉ እነዛን እንግዲህ ለማየት መስታወት ላይ ለማየት በጣም አስፈላጊ ነው ማለት ነው። እንግዲህ በመስታወት ማየት ውበትን በደንብ አይተን ማስተካከል ያለብን ከፀጉራችን ሊሆን ይችላል። እንዲሁም ከአለባበሳችን እንዲሁም ደግሞ ሌላም ሌላም ነገር ስለሚኖር ጉድፎች ያልታዩን ስለሚኖሩ እነዛን እንግዲህ ለማየት መስታወት ላይ ማየት በጣም አስፈላጊ ነው ማለት ነው። እና መስታየት ላይ እንግዲህ ከአምስት እስከ አስር ደቂቃ ልቆይ እችላለሁ ማለት ነው። ነገሮችን እያስተካከልኩ እናም ደግሞ በመስታወት ላይ የማየው ብዙ ጊዜ ጠዋት ከእንቅልፌ እንደተነሳው ነው ማለት ነው። እና ጠዋት ተህልሜ ተንቅልፌ እንደተነሳው ቀጥታ ፊቴን ከታጠብኩኝ በኋላ እጄንም ከታተብኩ በኋላ ወደ መስተያየቱ ነው ማለት ነው የሚሄደው። መስተያየት ላይ ቆሜ እንግዲህ ፊቴን እንዲሁም ደግሞ ሁሉን አለባበሴን በመስታየቱ አያለሁኝ ማለት ነው። ያንን ካየሁ በኋላ አለባበሴ ጥሩ ከሆነ ወደምፈልገው ቦታ እሄዳለሁ ማለት ነው። ከዛም ደግሞ በተጨማሪ ኋላ ደግሞ ከስራ ወይም ደግሞ ከሄድኩበት መዝናኛም ሊሆን ይችላል። ወይ ስራ ቦታ ወይም ደግሞ ክፍል ትምህርት ሊሆን ይችላል። እና ከዛ ከተመለስኩ በኋላ በመስተያየት ደግሞ በድጋሚ ራሴን አያለሁ ማለት ነው። በዚህም ጊዜ እንግዲህ ስራ ቦታ ላይ የተለያየ ቆሻሻ ወይም ደግሞ መጥፎ ነገር ሊነካኝ ይችላል ማለት ነው። እና ያንንም መጥፎ ነገር ካለ በመስተያየት በመጠቀም ከራሴ ላይ አጸዳለሁ ማለት ነው። ከዚህም በተለይ እንግዲህ ደግሞ ስራ ቦታ ላይ ስንሰራ የፀጉር ስታይላችን ሊሆን ይችላል አለባበሳችን ሊሆን ይችላል ጠዋት ካደረግነው ሊበላሽ ይችላል ማለት ነው። እና ድሮ ወደነበረው ጠዋት ወዳደረግነው ወደ ጥሩ ወይም ደግሞ ወደ ዋናው አሪፍ ወደሆነው ስታይል ለመመለስ መስተያየት እንጠቀማለን ማለት ነው። እና ይሄ መስተያየት እንግዲህ በጣም ትልቅ ጥቅም አለው ብዬ ነው የማምነው ማለት ነው። እንግዲህ ጓደኛ ካለን ጓደኛም መስተያየት ነው ይባላል በርግጥ በጓደኛችንም ከጀርባዬ ምን አለ? ፊቴ ላይ አይኔ ላይ ምን አለ ብለን ልንጠይቅ እንችላለን። ነገር ግን ደግሞ ጓደኛ የማይኖር ከሆነ የግድ መስተያየት ላይ ማየት በጣም አስፈላጊ ይሆናል ማለት ነው። ከዛ ቀን ካየሁኝ በኋላ ደግሞ እንግዲህ ቀን ምግብ ልበላ ይሆናል የመጣሁት ያንን ካየሁ በኋላ ወደ ስራ ደግሞ ተመልሼ እሄዳለሁኝ ማለት ነው። ወይም ደግሞ ወደ መዝናናት ወይም ደግሞ ኳስ ጨዋታ ሊሆን ይችላል። ወደተለያየ ቦታ እሄዳለሁ ማለት ነው። ከዛ እዛ ቆይቼ ስመለስም ደግሞ ማታ አካባቢ ሊሆን ይችላል። ከዛ እንደተመለስኩ ደግሞ ራሴን በመስተያየት አያለሁ ማለት ነው። ያለብኝን ጉድፍ ነገር ለማንሳት በመስተያየት አካላቴን ሙሉ ካየሁኝ በኋላ አሁንም ራሴን አስተካክላለሁ ማለት ነው። ከዛ ይህንን ካስተካከልኩ በኋላ ቀጥታ ወደ መዝናኛ ደግሞ መሄድ ካለብኝ ሊሄድ ይችላል ነው ማለት ነው። ማታ ላይ ከዛም አምሽቼ መጥቼ እተኛለሁ ማለት ነው። እንግዲህ መስተያየት በማየት እንግዲህ ተወንዶች ይልቅ ሴቶቹ በጣም ለብዙ ጊዜ ራሳቸውን ያያሉ ማለት ነው። ወጥተው በገቡ ቁጥር ራሳቸውን በመስተያየት ላይ ማየት ደስ ይላቸዋል ማለት ነው። እንዲሁም ደግሞ ሲያነቡ ቆይተው ራሱ ከቤት ሳይወጡ ደግሞ ተነስተው ለመዝናናት ሲፈልጉ ራሳቸውን በመስተያየት እያዩ የሚዝናኑም አሉ ማለት ነው። እና እኔ ግን እንግዲህ ራሴን የማየው በቀን እንግዲህ ሶስት ጊዜ ለሚሞላ ያክል ራሴን በመስተያየት ላይ አያለሁ ማለት ነው። በመጀመሪያ እንግዲህ ጠዋት ከእንቅልፌ እንደተነሳው ፊቴንና እጄን ታጥቤ ራሴን በመስተያየት አያለሁ ማለት ነው። ከዛም ደግሞ በሁለተኛ ደረጃ ቀን ከስራ ስመለስ ለምሳ ራሴን አያለሁኝ ማለት ነው። ከዛም በመቀጠል ደግሞ እንግዲህ ከምሳ በልቼ ወደ ስራ ከሄድኩ በኋላ ከስራ ስመለስ ደግሞ እንዲሁ ራሴን በመስተያየት አያለሁ ማለት ነው። እንግዲህ ጠቅለል ሲደረግ ራሴን እንግዲህ እኔ በመስተያየት ለምን ያክል ጊዜ ታያለህ ከተባልኩ በቀን ሶስት ጊዜ ወይም

እሺ ሰላም ጤና ይስጥልኝ የተከበራችሁ በጓደኞቼ እና እንዲሁም ይህንን ጥያቄ ላቀረባችሁልኝ በሙሉ እንግዲህ ጥያቄው ምን ይላል መተግበሪያዎችን ታወርዳለህ ለሚል ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ማለት ነው እንግዲህ መተግበሪያዎችን ታወርዳለህ ለሚለው ጥያቄ መልሴ አዎ ነው ማለት ነው። እንግዲህ መተግበሪያዎችን ከተለያየ ቦታ ላወርድ እችላለሁ ማለት ነው። አንደኛ መተግበሪያዎችን የማወርደው እንግዲህ በዋናነት ከፕላይ ስቶር ከሚባለው የስልኬ አፕሊኬሽን ውስጥ መተግበሪያ አወርዳለሁ ማለት ነው። እና የተለያዩ መተግበሪያዎችን አውርጄ እንግዲህ ለተለያየ አላማ ላውለው እችላለሁ ማለት ነው። ለምሳሌ የቴሌግራም መተግበሪያ አለ እሱን የቴሌግራም መተግበሪያ እንግዲህ በመጀመሪያ ጊዜ ይሄን ስልክ ስገዛው የቴሌግራም አፕሊኬሽን ወይም ደግሞ መተግበሪያ ስልኬ ላይ አልነበረም ማለት ነው። ከዛ ያንን መተግበሪያ ከፕላይ ስቶር ላይ አወረድኩት ማለት ነው። ያንን ካወረድኩ በኋላ እንግዲህ በዛ መተግበሪያ ላይ የራሴን የቴሌግራም አካውንት ወይም ደግሞ አድራሻ ከፈትኩ ማለት ነው። ያንን ከከፈትኩ በኋላ እንግዲህ የፈለኩትን ሰው ወይም ደግሞ የፈለኩትን መረጃም ሆነ የፈለኩትን ነገር መስራት እችላለሁኝ ማለት ነው። ሌላ ደግሞ ከዚህ በተጨማሪ እንግዲህ ኢሞ የሚባለው መተግበሪያ አለ ማለት ነው። ይህን የኢሞን መተግበሪያ ልክ እንደ ቴሌግራም ከዚሁ ከፕላይ ስቶር ላይ አወርደዋለሁ ማለት ነው። እና ከፕላይ ስቶር ላይ ካወረድኩ በኋላ ይሄንንም ኢሞ እንደ ቴሌግራም የራሴን አካውንት ወይም ደግሞ መለያ እመሰርታለሁ ወይም ደግሞ እከፍታለሁ ማለት ነው። ይህንንም ተከፈትኩ በኋላ እንግዲህ ከተለያዩ ጓደኞቼ ጋር እገናኛለሁ ማለት ነው። በቪዲዮም ላወራቸው እችላለሁ ወይም ደግሞ በድምጽ እንዲሁ ማውራት እችላለሁ ማለት ነው። እና እያንዳንዱ መተግበሪያ የራሱ የሆነ ጥቅም አለው ማለት ነው። እንግዲህ በመተግበሪያዎች ላይ በጣም ስሩ በጣም ብዙ ስራ መስራት ይቻላል ማለት ነው። እንግዲህ አሁንም ይሄን ስራ እየሰራሁ ያለሁት መተግበሪያዎችን በማውረድ ስልኬ ላይ በማውረድ ነው ማለት ነው። በመጀመሪያ ደረጃ እንግዲህ መተግበሪያዎችን ለማውረድ ይሄ ተች ስልክ የሚባለው ስልክ ያስፈልጋል ማለት ነው። እሱ ከሌለን መተግበሪያዎችን እንግዲህ በጥጥር ስልክ ማውረድ አይቻልም ማለት ነው። ምክንያቱም መተግበሪያዎችን በጠጠር ስልክ ማውረድ በጣም ከባድ ነው ሲጀመርም ፈጽሞ አይቻልም ማለት ነው። እና ይሄ ስለሆነ ተች ስልክ የሚኖረን ከሆነ መተግበሪያዎች ያስፈልጉናል ማለት ነው። ሌላኛው መተግበሪያ ደግሞ ኤግዜንደር የሚባል መተግበሪያ አለ ማለት ነው። ይህ መተግበሪያ እንግዲህ ይሄም እንደዚሁ ከዛው ከፕሌይ ስቶር ላይ ነው ምናወርደው ይህን መተግበሪያ ካወረድን በኋላ የተለያዩ መረጃዎችን ለመለዋወጥ ወይም ደግሞ ከጓደኞቻችን ጋር ለመላላክ ይሄ መተግበሪያ በጣም አስፈላጊ በመሆኑ ይሄንን መተግበሪያ ሊኖረን ይገባል ማለት ነው። እንግዲህ በአጠቃላይ መተግበሪያዎችን ከስልካችን ላይ ከፕላይ ስቶር ላይ በስልካችን በማውረድ የተለያየ ለተለያየ አላማ እንጠቀምባቸዋለን ማለት ነው። እና መተግበሪያዎችን አውርጄ እጠቀማለሁኝ ማለት ነው። መተግበሪያዎቼ እንግዲህ አውርጄ መጠቀም የጀመርኩት አሁን ቅርብ ሰዓት ነው ማለት ነው። ምክንያቱም ከበፊት እንግዲህ ስለመተግበሪያዎች ብዙም እውቅና አልነበረኝም ማለት ነው። ነገር ግን አሁን እየተማርኩ ወይም ደግሞ ጓደኞቼ እያሳዩኝ የመተግበሪያዎችን ጥቅም ባወቅኩኝ ቁጥር መተግበሪያ አውርጄ መጠቀም ጀመርኩ ማለት ነው። እንግዲህ መተግበሪያዎችን ከሰው ላይ ስንልክ አንዳንድ መተግበሪያዎች አይሰሩም ማለት ነው። ስለዚህ መተግበሪያዎች ካልሰሩ ደግሞ የግዴታ ማውረድ ያስፈልጋል ማለት ነው። ካልሆነ ደግሞ ማውረድ የማንችል ከሆነ ያንን መተግበሪያ ከሰው ላይ እንኳን ተተቀበልን እንደገና ማደስ አፕዴት ማድረግ ያስፈልጋል ማለት ነው። እና ይህንን ለማድረግ መተግበሪያዎችን ማውረድ በጣም አስፈላጊ ስለሆነ መተግበሪያ አወርዳለሁኝ ማለት ነው። እንግዲህ መተግበሪያ ማውረድ ያው ብዙ ጥቅም አለው መጀመሪያ እንደተናገርኩት መተግበሪያ ማውረድ በጣም ብዙ ጥቅም ስላለው መተግበሪያዎችን እያወረድን የፈለግነውን ስራ የፈለግነውንም አይነት የመስመር ላይ ስራ የንግድ ልውውጥ ሊሆን ይችላል። ወይም ደግሞ ሙዚቃም ለማውረድ ይችላል ቪዲዮ ለማውረድም ሊሆን ይችላል ብቻ ለብዙ አላማ መተግበሪያዎችን አውርዶ መጠቀም አስፈላጊ ነው። እንጂ ይሄንን እስማርት ስልክ ወይም ደግሞ ተች ስልክ ስላለን ብቻ መተግበሪያዎችን ተጠቅመን ማለት መተግበሪያዎችን ሳናወርድ መጠቀም አንችልም ማለት ነው። ምክንያቱም ይህ ስልክን እንግዲህ ለመጠቀም የግድ መተግበሪያ ያስፈልጋል ማለት ነው። እና ይህንን መተግበሪያ ደግሞ ለመጠቀም ማውረድ እና ስለመተግበሪያውም ደግሞ እውቅና ሊኖረን ይገባል ማለት ነው። ያ ካልሆነ ስልኩን መጠቀም በጣም አስቸጋሪ ይሆናል ማለት ነው። እናም እንግዲህ መተግበሪያ ማውረድ እችላለሁኝ መተግበሪያ እያወረድኩ ነው ነገሮችን የምጠቀም ማለት ነው።

እሺ ሰናም ጤና ይስጥልኝ አመሰግናለሁ እንግዲህ የተጠየቁትን ጥያቄ ለማብራራት እወዳለሁ ማለት ነው። እንግዲህ የተጠየቁት ጥያቄ የዝናብ ውሃ ተሰበስባለህ የሚል ነው። ምላሼ አዎ የዝናብ ውሃ እሰበስባለሁ ማለት ነው። እንግዲህ የዝናብ ውሃ ስንል በተለያየ መንገድ ልንሰበስብ እንችላለን ማለት ነው። በመጀመሪያ ደረጃ እንግዲህ የዝናብ ውሃ ለመሰብሰብ ያው ከቤት ጣሪያ ላይ ቧንቧ በማድረግ ያንን ባንድ በማጠራቀም ባንድ ፈሶ እንዲመጣ በማድረግ በውሃ ጃር አስቀምጠን እናጠራቅማለን ማለት ነው። እንዲሁም ደግሞ በሌላ ለምሳሌ በምድር ላይ ሲፈስ ማለት በጣም ከፍተኛ ዝናብ ከፈሰሰ ወይም ደግሞ ከጣለ ጎርፍ ይኖራል ማለት ነው እና ይህን የጎርፍ ዝናብ እንግዲህ በመገደድ እችላለሁ ማለት ነው። እና ይሄን አጠራቅሜ ቀጥታ ለተለያየ አላማ ልጠቀመው እችላለሁ ማለት ነው። እንግዲህ የዝናብ ውሃን ማጠራቀም ከፍተኛ የሆነ ጥቅሜታ አለው ማለት ነው። ለምሳሌ ብንወስድ እንግዲህ የዝናብ ውሃን ማጠራቀም በአንዳንድ ቦታዎች ላይ ዝናብ አጣራ ሊሆን ይችላል ማለት ነው። እንግዲህ ዝናብ አጣራ በሚሆንበት ጊዜ ያንን ያጠረቀምነውን ውሃ መጠቀም ይኖርብናል ማለት ነው እና ለሌላ ጊዜ አቆይቶ ለመጠቀም የዝናብ ውሃን ማጠራቀም በጣም አስፈላጊ ነው ማለት ነው። እንግዲህ አንዳንድ ጊዜ ደግሞ የዝናብ ውሃ አሪፍ ነው ይባላል እንግዲህ የዝናብ ውሃ ለማጠቢያ ልብስ ለማጠቢያነት በጣም ያገለግላል ምክንያቱም ልብስን በቀላሉ ያጸዳል ተብሎ ይታሰባል ከሌሎች የውሃ ምንጮች ይልቅ ይሄንን የዝናብ ውሃን አጠራቅሞ ለልብስ ማጥፊያነት መዋል ለልብስን በቀላሉ ለማጽዳት ስለሚያስችል የዝናብ ውሃን እናጠራቅማለን ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ከልብስ ጠባብ በተጨማሪ የዝናብ ውሃ በድርቅ ጊዜ እንግዲህ ድርቅ ቢከሰትብን ያንን ውሃ አጠራቅመን በበጋ ወራት ልንጠቀመው እንችላለን ማለት ነው። እና የዝናም ውሀንን ማጠናቀብ ሁላችንም እንደ ፋህላን ልናደርገው ይገባል ማለት ነው። ምክንያቱም ውሃ አጥረት ሊከሰት ይችላል በተለያየ ምክንያት እንዲሁም ደግሞ በአንዳንድ አካባቢዎች ላይ የቧንቧ ውሃ ሊኖር ይችላል ማለት ነው። እና ይህን የቧንቧ ውሃ እንግዲህ ስንጠቀም ሊያልቅብን ይችላል ማለት ነው። በሚያልቅበት ጊዜ እንግዲህ ይህንን ውሃ አጠራቀምነው አንድ ቦታ ያንን መጠቀም እንችላለን ማለት ነው። የዝናብ ዉሃን ደግሞ በሌላ መልኩም ከቃ በተለየ ደግሞ በሌላ መልኩ ልናጠራቅመው እንችላለን ማለት ነው። እንዴት? ልናቀጥራቅመው እንችላለን ከተባለ ለምሳሌ መሬቱን ከዝቅ አድርገን በመቆፈር እናጎረጉድና እዛ ውስጥ ውሃ እንዲጠራቀም ማድረግ እንችላለን ማለት ነው። እንግዲህ ያንን መሬት ለማጎርጎድ የተለያዩ ዘዴዎችን ልንጠቀም እንችላለን። የሰው ሀይል ተጠቅመን መሬቱን ልናጎረጉርና ስቅ ልናደርገው እንችላለን። ከዛ በተለየ ደግሞ በመችና ወይም ደግሞ በሚያርስ መችና በሚቆፍር መችና በጣም ዝቅ አድርገን ልንቁፍር እንችላለን ማለት ነው እና ያን ተቀፎርን በኋላ እንግዲህ የዝናብ ውሃ እዛ ላይ እንዲጠራቀም እናደርጋለን ማለት ነው። ያ ከተጠራቀመ በኋላ እንግዲህ ያ ዝናብ ውሃ ለእንስሳት መጠጥነት ሊያገለግልም ይችላል ማለት ነው። እንግዲህ ድርቅ በሚሆንበት ጊዜ ውሃ አጣራ ሲሆን ከፍቶች እዛ ጋር የተጠራቀመውን ውሃ ሄደው መጠጣትና መጠቀም ሊችሉ ይችላሉ ማለት ነው። እንዲሁም ደግሞ ከዛ በዘለለ ያንን የተጠራቀመውን ውሃ ደግሞ አዘርት ስለማብቀል ልንጠቀምበት እንችላለን ማለት ነው። እንግዲህ ያንን የተጠራቀመውን ውሃ ወደ መሬታችን በቦይ በማፍሰስ ወይም ደግሞ እንደ ሸጥ በመስራት ውሃውን ቀጥታ ወደ ሰብሉ እንዲገባ በማድረግ ለሰብሉ ልንጠቀመው እንችላለን። ከዛም በተለየ ደግሞ በሞተር የውሃ ሞተር አለ። በሱ የውሃ ሞተር እንግዲህ ከዛ ላይ እየቀዳን ሰብሉን ማጠጣት እንችላለን ማለት ነው። ድርቅ በሚሆንበት ጊዜ እና ከዛም በዘለለ ደግሞ ያንን የዝናብ ውሃ የልብስ ማጠቢያ ልናደርገው እንችላለን ማለት ነው። እንግዲህ በአጠቃላይ የዝራብ ውሃን ማጠራቀም ያስፈልጋል ማለት ነው። ሰባስቦ ለድርቅ ሰዓት ዝናብ አጠራ በሚሆንበት ወይም ደግሞ ያ ክረምት ላይ የነበረው ዝናብ ሲጠፋ ያንን እንደገና መጠቀም እንችላለን ማለት ነው። እና እንግዲህ የዝናብ ማሰባሰብን የዝናብ ውሃ ማሰባሰብን እኔ በከፍተኛ ሁኔታ እደግፋለሁ እኔም የዝናብ ውሃ እያሰባሰብኩ እሰራለሁ ማለት ነው። እናም ሁላችሁም ይሄን የዝናብ ውሃ እንድታጠራቅሙ እመክራቸዋለሁ ማለት ነው። ምክንያቱም የዝናብ ውሃን ማጠራቀም እንግዲህ በጣም አሪፍና ውሃን መቆጠብ ከሚባለው ነገር ጋር አብሮ ስለሚገናኝ ሁላችንም ይህንን ውሃን ከብክነት እንከላከል ያስፈልጋል ማለት ነው። እንግዲህ ውሃ የዘነበ ዝም ብሎ እየፈሰሰ የሚያልቅ ከሆነ የውሃ ፍክነትም ስለሆነ ሁላችንም ይህንን በጋራ

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የምትወደው ስፖርት ምንድነው? ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው እንግዲህ እኔ የምወደው ብዙ አይነት ስፖርቶችን እወዳለሁ ማለት ነው። ከእነዚህ ከስፖርቶች መካከል ግን እጅግ በጣም አብዝቼ የምወደው የእግር ኳስ መጫወት በጣም ያስደስተኛል ማለት ነው እንግዲህ ይሄ የእግር ኳስ ጨዋታ የወደድኩበት የራሴ የሆነ ምክንያት አለኝ ማለት ነው። ይሄ የሆነበትም ምክንያት እንግዲህ የእግር ኳስ ጨዋታ ለእኛ በጣም ጠቃሚ ነው ማለት ነው ምክንያቱም ሁሉንም የሰውነት አካል ክፍል የሚያሰራ ነው ማለት ነው እና ሩጫንም አብሮ የያዘ ብርታትንም እንዲሁም ደግሞ ጥንካሬን ግፊ ምናምን ያለበት በመሆኑ እንዲሁም ደግሞ ቅልጥፍናንም አብሮ የሚያያዪዝ ስለሆነ ይህንን ስፖርት በጣም አድርጌ እወደዋለሁ ማለት ነው ከዚህም በተጨማሪ እንግዲህ የእግር ኳስ ጨዋታ በጣም የሚያስደስተኝ ነው ማለት ነው። ለምን ቢባል እንግዲህ በእግር ኳስ ጨዋታ እንግዲህ የእግር ኳስ ተጫዋቾችን ብናይ ለምሳሌ ከፍተኛ የሆነ ብር ተከፋይ ናቸው ማለት ነው እንግዲህ ካለው በአለማችን ላይ አሁን ካለው የገንዘብ ክፍያ ወይም ደግሞ የስራ አይነት ወይም ደግሞ የስፖርት አይነት በከፍተኛ ሁኔታ የሚከፈለው የእግር ኳስ ተጫዋች ነው ማለት ነው እንግዲህ ከዛም ከክፍያውም በተጨማሪ እንግዲህ ታዋቂነትን እናትርፋለን ማለት ነው። ለምሳሌ:- ብናይ ሮናልዶን የተባለ አንድ የግብዋስ ተጫዋች ብናይ እሱ በአለም ወይም ደግሞ በአለም ህዝብ ላይ አጠቃላይ የሚታወቅ ሰው ነው ማለት ነው። በአለም ህዝብ ላይ እንግዲህ ትንሹም ትልቁም ሮናልዶ ከተባለ የሚያውቀው የለም ማለት ነው እንግዲህ ይሄ የሆነበት ምክንያት ደግሞ እንግዲህ ላይ በጣም ተወዳጁ ስፖርት እሱ ስለሆነ ነው ማለት ነው እና ይህንን ስፖርት እኔ በጣም አድርጌ እወደዋለሁ ማለት ነውና ከህፃንነቴ ጀምሮም የእግር ኳስ እጫወት ነበርና ብቃቱም ነበረኝ ከዛም ደግሞ ለተለያየ ጊዜ በተለያየ ሰዓት እንግዲህ ይሄን የእግር ኳስ ጨዋታ በተለያዩ ቦታዎች አድርጌያለሁ ማለት ነው እና የእግር ኳስ ጨዋታ እንግዲህ በጣም ደስ የሚል የስፖርት አይነት ስለሆነ በጣም ወድጄዋለሁ ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ የምወደው ስፖርት አትሌቲክስ ነው ማለት ነው ይሄን አትሌቲክስ እንግዲህ በጣም እወደዋለሁ እንግዲህ የወደድኩበትን ምክንያት ደግሞ እንግዲህ ምንድነው ከተባለ ሀገራችን ኢትዮጵያ ማለት ነው ከኬንያ ቀጥላ እንግዲህ በሁለተኛ ደረጃ ትገኛለች ማለት ነው እናም ዜጎቿ በሩጫ በጣም ጎበዞች ስለሆኑ ይህንን ሩጫ እንግዲህ ሀገራችንን ስም ያስጠራ በመሆኑ እኔም ደግሞ ይህንን ስፖርት በጣም አድርጌ እንደወደው አድርጎኛል ማለት ነው ከዚህም በተጨማሪ እንግዲህ ክብደት የሚባለውን እንግዲህ የተለያየ ጅም መስራትም በጣም ያስደስተኛል እና ክብደት መስራት በጣም ደስ ይለኛል ማለት ነው። ይሄ ደስ የሚለኝ ደግሞ እንግዲህ ወንድ ልጅ ሆኖ ተሰውነቱ ድንድን ያለ ሲሆን በጣም ደስ የሚል ስለሆነ ነው እና የአቋምም ቅርጽ ለመያዝ እንግዲህ ይህንን ስፖርት መስራት ክብደት መስራት በጣም አስፈላጊ ጡንቻማ የሆነ እንድንሆን ስለሚያደርግ ይህንን ስፖርትም በጣም አድርጌ እወደዋለሁ ማለት ነው ወይም ደግሞ ከውጭ የሚመጣብን ጫናንም ለመመከት ይሄንን ክብደት ማንሳት በጣም አስፈላጊ ነው ማለት ነው እና ቅልጽንም ከመጠበቅ አንፃር ጥሩ ስለሆነ ይህንን ስፖርት በጣም አድርጌ እወደዋለሁ እንግዲህ የስፖርት በጣም አስፈላጊ ነው ማለት ነው ለኛ ስለዚህ ሁላችሁም ይህንን ክብደት እንድትሰሩ እመክራችኋለሁ በተለይ ደግሞ ቀጭን ሆናችሁ ረጅም ለሆናችሁ ሰዎች ይህንን ብትሰሩና ሰውነታችሁ ወፈር እንዲል ያደርጋል ታዲያ ሰውነታችሁ ወፈር ካለ ደግሞ ጠቁመታችሁ ጋር ይሄዳል ማለት ነው እና ይሄንን ስፖርት በጣም አድርጌ እወደዋለሁ ማለት ነው ይሄን ስፖርት እንግዲህ እንደወደደ ያደረገኝም እኔ ቁመቴ ረጅም እና ቀጠን ያልኩ ስለሆነ መወፈር እና ደግሞ ደንደን ያልኩ ሰው መሆን ስለምፈልግ ይህንን ስፖርት እንግዲህ በትልቁ አብዝቼ እንድወደው እንደወደው አድርጎኛል ማለት ነው እና ሁሉም ሰው በርግጥ የራሱ የሚወደው የስፖርት አይነት ሊኖር ይችላል ማለት ነው ይህንን ስፖርት አይነት የወደደበትም የራሱ የሆነ ምክንያት እና የተለያየ የተለያየ ምክንያቶች ሊኖሩት ይችላሉ ማለት ነው እና የኔ ምክንያት ግን ይሄ ነው ማለት ነው እና እንግዲህ ሁላችሁም የምትወዱት ስፖርት የተለያየ እንደሚሆን ተስፋ አደርጋለሁ ማለት ነው እኔ ግን የምወደው ስፖርት እንግዲህ በመጀመሪያ እንዳልኳችሁ የእግር ኳስ ከዛ በመቀጠል የክብደት እና እንዲሁም የሩጫ ጨዋታዎች ወይም ደግሞ የስፖርት ጨዋታ በጣም አድርጌ የምወዳቸውና በጣም ደስ የሚሉኝ የስፖርት አይነቶች ናቸው ማለት ነውና እኔም አዞትሬ እሰራችኋለሁ ስለምወዳቸው ማለት ነው ከወደድነው አንድን ነገር መስራት

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝን ጥያቄ ለመመለስ ወደዚህ ስለተጋበዝኩ እጅግ አድርጌ በጣም እያመሰገንኩ ጥያቄዬን እንዲህ በማለት እጀምራለሁ ማለት ነው። ከጓደኞቼህ ጋር ትሰራለህ? ለሚለው ጥያቄ ምላሽ ለመስጠት አዎ እሰራለሁ ነው። እንግዲህ ከጓደኛ ጋር መስራት በጣም በጣም ብዙ ጥቅሞች አሉት ማለት ነው። ምክንያቱም ብቻችንን ስንሰራ ስራችንን ውጤታማ ልንሆን አንችልም ማለት ነው። ምክንያቱም ደግሞ የብቻን መስራት መፋዘዝን ያመጣል ማለት ነው። ይሄ የሆነበት ምክንያት እንግዲህ የብቻችንን በምንሰራበት ጊዜ ድብርት ምናምን ሊመጣ ይችላል ማለት ነው። እና ይሄ እንግዲህ በሥራችን ስኬታማ ላለመሆን ምክንያት ይሆናል ማለት ነው። እና ከጓደኛ ጋር መስራት እጅግ በጣም ጥቅም አለው ማለት ነው። እንግዲህ ከስራ ጋር ከጓደኛ ጋር መስራት በጣም አሪፍ ነው ማለት ነው። አንደኛ ስራውን እንግዲህ የማናውቀው አዲስ ለሥራው አዲስ ከሆን ስራውን የማናውቀውን እያሳየን ጓደኛችን ጋራ በቀላሉ መስራት ቀለል አድርገን መስራት እንችላለን ማለት ነው። ሌላው ደግሞ ጓደኞቻችን ለምሳሌ ያለ የኛ ጓደኛ አሪፍ የሚሰራ ከሆነ እሱን እያየን እኛም እንድንበረታ ያደርገናል ማለት ነው። እና ከጓደኛ ጋር አብሮ መስራት ብዙ ጠቀሜታዎች አሉት ማለት ነው። እና ሁላችሁም ከጓደኞቻችሁ ጋር ብትሰሩ በጣም አሪፍ ነው ማለት ነው። እኔ እንደውም የብቻን መስራት በጣም ነው የሚያስጠላኝ ማለት ነው። እና ከጓደኛዬ ጋር መስራት በጣም ያስደስተኛል እንግዲህ ማንኛውንም የስራ አይነት ከጓደኛዬ ጋር ስሰራ እጅግ በጣም ነው ደስ የሚለኝ ማለት ነው። በተለይ ደግሞ እንደዚህ የግብርና አይነት ስራዎችን በፊት እሰራ ነበር ማለት ነው። እና እንደዚህን የግብርና አይነት ስራዎች እንግዲህ ከጓደኞቼ ጋር ነው የምሰራው ማለት ነው። ለምሳሌ ብንወስድ አጨዳ ለምሳሌ ሳጭድ ከጓደኛዬ ጋር አብሬ ስሰራ እጅግ አድርጌ በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ጉልጓሎ የሚባለውን ለመስራት የግድ ከጓደኛ ጋር መስራት አለብን ማለት ነው። እና ደቮ በ መግባት አንድ ቀን እሱ ላይ አንድ ቀን እኔ ላይ እያልን ስራውን በቀላሉ መስራት እና ማቀላጠፍ እንችላለን ማለት ነው። እና ከጎደኛ ጋር መስራት በጣም ይሄ ነው የሚባል ሳይሆን እጅግ በጣም ብዙ የሆነ ዘርፈ ብዙ ጠቀሜታዎች አሉት ማለት ነው። እና ሁላችንም ከጓደኛችን ጋር ብንሠራ በሥራችን ላይ ውጤታማ ልንሆን እንችላለን ማለት ነው። አሁንም ለምሳሌ ይህንን ስራ እየሰራሁ ያለሁት ከጓደኛዬ ጋር ጥግ ለጥግ በመሆን ነው ማለት ነው። አንዳንድ ነገሮች ሲያስቸግሩኝ እሱን እጠይቀዋለሁ ማለት ነው። እሱም ደግሞ እንደዚሁ የሚያስቸግሩት ስራዎች ካሉ እኔ የማውቃቸው ከሆነ መጥቶ ያሳየኝና እየተወያየን ስራዎችን በቀላሉ መስራት እንድችላለን ማለት ነው። እና እንግዲህ ስራዎችን ከጓደኛ ጋር መስራት ቀለል አድርጎ ስራን ለማከናወን ስለሚያስችል ሁላችንም ከጓደኛ ጋር ስራዎችን ብንሠራ እጅግ በጣም አሪፍ ነው ብዬ ነው የምመክራችሁ። እና ሁላችሁም ከጓደኛ ጋር ስራ ብትሠሩ በጣም የተሻለ ነው ብዬ ልመክራችሁ እወዳለሁ ማለት ነው። እና ሁላችሁም ከጓደኞቻችሁ ጋር ስራን ሥሩ ማለት ነው። እንዲሁም ደግሞ እንግዲህ ይሄን ስራ ብቻ ሳይሆን ስፖርት ለምሳሌ በምንሰራበት ጊዜም ከጓደኞቻችን ጋር ብንሠራ አሪፍ ነው ማለት ነው። ምክንያቱም የብቻችንን ከሆንን በቶሎ እንደክማለን ማለት ነው። ነገር ግን ጓደኛችን ካለ እሱን እያየን ስለምንበረታ ያንን ስራ እንግዲህ በቀላሉ ለመስራት ያስችለናል ማለት ነው። እና ሁላችሁም ስፖርትም ቢሆን ከጓደኛ ጋር በቡድን መስራት በጣም አስፈላጊ ነው ማለት ነው። እንግዲህ ከጓደኛ ጋር ነገሮችን መስራት በጣም አሪፍ ነው። ስራን ብቻ ሳይሆን ምግብ ራሱ አብሮ መመገብ እኔ በጣም ያስደስተኛል ማለት ነው። የብቻዬን መኖርም ሆነ እያንዳንዱን ተግባራት ማከናወን በጣም ያስጠላኛል ማለት ነው። እና ሁላችሁም ከሰው ጋር ብትሠሩ ውጤታማ ስለምትሆኑ ሁላችሁም ብትሠሩ ብዬ እመክራችዋለሁ ማለት ነው። ለምሳሌ ጓደኛዬ ሞገስ ይባላል ማለት ነው። እሱም እንደዚሁ የብቻውን መሥራትም ሆነ መብላት በጣም ነው የሚያስጠላው ማለት ነው። ለምሳሌ ምግብም ወደ ካፌ ስንሄድ እኛ አብረነው የማንሄድ ከሆነ ምግብ ይቀጣል ማለት ነው። ይሄ ማለት እንግዲህ ከሰው ጋር አብሮ መሆን ነገሮችን መስራት ከሰው ጋር ማከናወን ምን ያክል አሪፍ እንደሆነ እና ተወዳጅ እንደሆነ የሚያሳየን ነው ማለት ነው። እና ሁላችሁም ልክ እንደኛ ተወዳችሁ ተፈቅራችሁ ስራዎቼን በአንድነት ብትሠሩ ስኬታማ እንደምትሆኑ አልጠራጠርም ማለት ነው። እና ሁላችሁም በስኬት ለመጓዝ በጋራ መስራትን ከአሁኑ ብትለመምዱት አሪፍ ነው ማለት ነው። እንግዲህ አንዳንድ ቦታዎች ላይ የብቻ የሚሰራ ነገር የለም ማለት ነው። ከሰው ጋር መግባባት ካልቻልን ከአሁኑን ካለመድን ስራዎችን ለማከናወን እጅግ በጣም ከባድ ስለሚሆን ሁላችንም ስራዎችን ከጓደኛ ጋር መስራት አሁኑኑ ልንለማመድ ይገባናል ማለት ነው። የአንዱን ባህሪ አንዱ ካላወቀው ኋላ ላይ ሊቸገር ስለሚችል አሁኑኑ ስራዎችን ከጓደኛ ጋር መስራትን መለማመድ ይጠበቅብናል ማለት ነው። እና ሁላችሁንም እጋብዛችኋለሁ ከጓደኛችሁ ጋር ብትሠሩ እርግጠኛ ነኝ የብቻችሁን ከምትሠሩት በእጥፍ ያክል እንደምትሠሩ

እሺ ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ ለዚህ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እድሉ ስለተሰጠኝ እጅግ በጣም እያመሰገንኩ እንግዲህ ከጥያቄው ስነሳ? የምሳ እረፍቶ ምን ያህል ጊዜ ነው የሚል ነው ማለት ነው። እንግዲህ የምሳ ጊዜ። ለሁለት ሰዓት ያክል ነው ማለት ነው። ይህም ማለት እንግዲህ ለምሳ ከወጣሁ ስድስት ሰዓት ላይ ነው የምወጣው ማለት ነው። ስድስት ሰዓት ላይ ወጥቼ እስከ ስምንት ሰዓት የሚሆን እረፍት አደርጋለሁ ማለት ነው። እንግዲህ ቤቴም ራቅ ያለ እንደመሆኑ መጠን ቶሎ ተነስቼ በታክሲ እሄዳለሁ ማለት ነው። ታክሲ ካጣሁ ደግሞ በእግሬ ጉዞ። እስከ አርባ ደቂቃ የሚፈጅ ርቀት ነውና በዚህ ርቀት ላይ በእግሬ እየተጓዝኩ ቤት ከደረስኩኝ በኋላ። ምሳዬን እበላለሁ ማለት ነው እቤት እንግዲህ ምሳ ተበስሎ ነው የሚቆየኝ ማለት ነው። ምሳ ተበስሎ ባይቆየኝ ነው ግን። ለ የእረፍት ጊዜ ለመጠቀም እጅግ በጣም አስቸጋሪ ነበር የሚሆነው እና። እቤት ላይ ምሳ የሚያበስልልኝ ስላለ ልክ እንደደረስኩ ምሳዬን በላልቼ። አልጋዬ ላይ የተወሰነ ደቂቃ ያክል እረፍት አደርጋለሁ ማለት ነው። ምክንያቱም የሰው ልጅ ከሰራና ከበላ በኋላ በተለይ ደግሞ ስራ ከሰራና ካከናወነ በኋላ የተወሰነ እረፍት ማድረግ ያስፈልገዋል ማለት ነው። ምክንያቱም የምሳ እረፍት ለዚሁ ነው ማለት ነው። የሰው ልጅ እንግዲህ ሰርቶም እዛ ሲበላ የተወሰነ እረፍት ማድረግ አለበት ማለት ነው። እንጂ ሰርቶ ሲሰራ ቆይቶ ወድያውኑ ምግቡን ተመግቦ ወደ ስራ መግባት የለበትም ማለት ነው። ምክንያቱም ምግብ ወድያው ተመግበን ወደ ስራ የምንገባ ከሆነ የበላነው ምግብ ወደ ሰውነታችን አይሄድም። እንዲሁም ደግሞ የህመም ስሜት ውጋት ምናምን ሊሰማን ይችላል ማለት ነው። እኔ ወድያው ተመግቤ ምሳ ምሳዬን ተመግቤ ስራ የምሰራ ከሆነ እጅግ በጣም ከባድ ነው የሚሆንብኝ ማለት ነው። ምሳዬን እንደተመገብኩ የተወሰነ እረፍት ካላደረኩኝ ውጋት ምናምን ስሜት ይሰማኛል ማለት ነው። ስለዚህም እረፍት ማድረግ ምሳን እንደተመገቡ በጣም አስፈላጊ በመሆኑ ምክንያት ከአንድ ሰዓት እስከ ሁለት ሰዓት የሚያክል የጊዜ ቆይታ እረፍት ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ከአንድ ሰዓት እስከ ሁለት ሰዓት ያልኩት ምሳ እንደበላን ሶስት ሰዓት አንድ ሰዓት ወይም ሁለት ሰዓት መተኛት ማለት ሳይሆን። ምሳ ለማዘጋጀት ወይም ደግሞ ወደ ቤትም ለመሄድ የተለያዩ ጊዜያት ስለሚወስድ ማለት አንድ ሰዓት ባለው ጊዜ ቆይታ ሊፈጅብን ስለሚችል። በዛ ጊዜ ቤታችን ከደረስን በኋላ እንግዲህ ምግብ አቅርበን እንበላለን ማለት ነው። ምግብ እስከምንበላ ሃያ ደቂቃ ምናምን ቢፈጅብን ከዛ ደግሞ በኋላ ያለችውን አርባ ደቂቃ የምትሆን ትንሽ በመተኛት በእንቅልፍ ልናሳልፍ ወይም ደግሞ የተለያዩ መዝናኛዎችን በስልካችን ልናይ እንችላለን ማለት። ነገር ግን ደግሞ ተመራጭ የሚሆነው ምሳ እንደበላን ተኝተን የተወሰነ እንቅልፍ እንዲወስደን ብናደርግ እጅግ በጣም አሪፍ ነው ማለት ነው። ምክንያቱም የበላነው ምግብ በሰውነታችን ይሰራጫል ማለት ነው። ያ ካልሆነ ግን የበላነው ምግብ በሰውነታችን ሳይሆን ወደ በሽታ ወደ ህመም ስሜት ሊቀየርብን ይችላል ማለት ነው። ስለዚህ እንደበላን የተወሰነ የምሳ ሰዓት ወይም ደግሞ እረፍት ማድረግ በጣም አስፈላጊ ነው ማለት ነው። ነገር ግን ገበሬ በምንሆንበት የሰዓት አርሶ አደሮች ግን እንደ ብሉ ወዲያው ነው ይነሳሉ እረፍት አያደርጉም ማለት ነው። ለምሳሌ አጨዳ በሚሆንበት ጊዜ። ምግብ እንደበሉ ወደው ውሃም ጠጥተው ወይም ደግሞ ጠላቸውን ጠጥተው ምንም አይነት እረፍት ሳይደረጉ ቀጥታ ወደ ስራ ይነሳሉ ማለት ነው። እንግዲህ ወደ ስራም ተነስተው ቀጥታ ስራቸውን ይቀጥላሉ። በዚህም ጊዜ እንግዲህ የበሉት ምግብ በእግራቸው ስለሚጣበቅ ተንቋቶ ስለሆነ አጨዳን የሚያደርጉ ምግቡ ከሆዳቸው ላይ ቀጥታ ይጠፋል ማለት ነው። እናም ማታ ላይ ደግሞ ይርባቸዋል ማለት ነው ሁለተኛ ጊዜ የሆነበት ምክንያትም እንግዲህ ምግቡ በሰውነታቸው ሳይሄድ ወደ ስራ መቀጠላቸው ነው ማለት ነው። እና ምግብ በልቶ እረፍት ማድረግ በጣም አስፈላጊ ጉዳይ ነው። ስለዚህ ሁላችሁም እረፍት እንድታደርጉ እመከራችኋለሁ ማለት ነው። ምግብ በልቶ እረፍት ማድረግ ከሁላችንም የሚጠበቅ ጉዳይ በመሆኑ ሁላችሁም ምግብ በልታችሁ እረፍት እንድታደርጉ እጋብዛችኋለሁ ማለት ነው። እና እንግዲህ እኔ እንደዚህ ነው ተሞክሮዬ ማለት ነው። ምግብ በልቼ የግድ ሁለት ሰዓት እረፍት ማድረግ ይጠበቅብኛል ማለት ነው። እና እናንተም በልታችሁ እረፍት ሳታደርጉ የምትነሱ ሰዎች ወደ ስራ ቀጥታ የምትገቡ ሰዎች ምግብ እንደበላችሁ እረፍት ማድረግ እንዳለባችሁ ከወዲሁ ልታውቁ ይገባል። እና ይህንን እረፍትም በማድረግ ወደ ስራ እንድትቀጥሉ እጋብዛለሁ ማለት ነው። ምክንያቱም እረፍት ካደረግን ምግብ በልተን እንግዲህ ስራውን በቀላሉና በጥሩ ሁኔታ ማቀላጠፍና መስራት እንችላለን ማለት ነው። ነገር ግን ምግብ በልተን ወድያው የምንሰራ ከሆነ በጣም ከባድ ነው። እንደውም እንዲህ የሚባል አለ። ምግብ በልቶ መስራት በጣም አስፈላጊ አይደለም ተብሎ ይነገራል ማለት ነው

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝን ጥያቄ በተገቢው ለመመለስ እሞክራለሁ ማለት ነው እንግዲህ የቀረበልኝም ጥያቄ እንዲህ ይላል ማለት ነው። እንግዲህ ይህም ልብስ በጅህ ታጥባለህ ወይ ይላል? እንግዲህ ልብሴን የማጥበው በእጀ ነው ማለት ነው። እንግዲህ ልብስን በሁለት አይነት መንገድ ማጠብ ይቻላል ማለት ነው። እንደኛው የልብስ ማጥቢያ ማሽን ወይም ደግሞ ላውንደሪ ሊኖር ይችላል ማለት ነው እና በዚህ የእጅ ማጥቢያ ማሽን ልብሳችንን ማጠብ እንችላለን ማለት ነው። እኔ ግን ገጠራማ አካባቢ ስለምኖር ልብሴን የማጥበው በእጄ ነው ማለት ነው። እንግዲህ ልብስን በእጅ ማጠብ ብዙ አይነት ጠቀሜታዎች ይኖሩታል ማለት ነው። ምክንያቱም ልብስን በእጅ ማጠብ እንግዲህ ልብሳችን እንዳይጎዳ ያደርጋል ማለት ነው፤ በማሽን የምናጥበው ከሆነ ማሽኑ በደንብ አድርጎ ስለሚያሸው እንግዲህ ልብሳችን በቶሎ ሊቀደድ ወይም ደግሞ ሊበላሽ ይችላል ማለት ነው እና ይህ እንዳይሆን በእጅ ማጠብ በጣም አስፈላጊ ነገር ነው ማለት ነው። ከዚህም በተጨማሪ እንግዲህ ልብስን በማሽን ማጠብ ወጭው በጣም ከባድ ነው ማለት ነው። ምክንያቱም ማሽኑን ለመግዛት ከፍተኛ የሆነ ብር ስለሚያስፈልግ ያንን ማሽን ለመግዛት እንግዲህ ብዙ ብር ልንበጅት እንችላለን ማለት ነው። እና በእጃችን የምናጠብ ከሆነ ግን ይህንን ማሽን ለመግዛት የምናወጣውን ወጪ ለሌላ አላማ ወይም ደግሞ መቆጠብ እንችላልን ማለት ነው። እና እንግዲህ ሁላችሁም ልብስን በእጅ ማጠብ እንድትለምዱ እጋብዛችኋለሁ ማለት ነው። ለምሳሌ የኔ ልብስ እንግዲህ እኔ ብቻም ሳልሆን ቤተሰብ እንዲሁም ደግሞ ጓደኛዬ የፍቅር ጓደኛዬ ልብሴን ታጥብልኛለች ማለት ነው። እንግዲህ እሷም እጅግ አድርጋ ልብስ ማጠብ ትችልበታለች ማለት ነው። ከእኔም በበለጠ እሷ ትችላለች በተለይ ከወንዶች በተለይ ሴቶች ልብስ አጠባ ለይ በጣም ጠንካሮች ናቸው ማለት ነው፤ ስለሆነም እንግዲህ ሴቶች ልብስ አጠባ ላይ አይታሙም ማለት ነው ነገር ግን አንዳንድ ወንዶች ልብስ አጠባ አንችልም በማለት ለሰው ሲያሳጥቡ አያለሁኝ ማለት ነው። እና ለሰው የምታሳጥቡ ሰዎች በእጃችሁ እናንተም ማጠብ እንዳለባችሁ እመክራችኋለሁ ማለት ነው። ምክንያቱም ራስን መቻል የሚባል ነገር አለ ማለት ነው። ለምሳሌ በዛን ጊዜ የልብስ የሚያጥብ ብታጥጡ ልብሱን ሳታጥቡ ልትለብሱት ነው ወይ ብዬ እጠይቃችኋለሁ ማለት ነው? መልሱ ለእናንተ ነው። ስለዚህ ሁላችሁም በእጅ ማጠብ መልመድ እንዳለባችሁ እነግራችኋለሁ ማለት ነው። እና ሁላችሁም ልብስን በጃችሁ ማጥብ ይኖርባችኋል ብዬ አሳስባለሁ ሁላችሁም ይሄንን እንድታደርጉ እመክራችኋለሁ፤ እነግራችኋለሁ ማለት ነው። ልብስን በእጅ ማጠብ እንግዲህ ሳሙናንም ደግሞ ይቆጥባል ማለት ነው። እንግዲህ በማሽን በምናጠብበት ጊዜ ከፍተኛ የሆነ የሳሙና ፍጆታ እንዲሁም የውሃ ፍጆታ አለ ማለት ነው። እና ይሄን ላለማድረግ እንግዲህ ሁላችሁም ልብስን በእጃችሁ ብታጥቡ ሳሙናችሁን መቆጠብ ትችላላችሁ ማለት ነው። ይሄን ለማድረግ እንግዲህ ልብስን በእጅ ማጠብ በጣም አስፈላጊ የሆነ ነገር ነው ማለት ነው። እንግዲህ እኔ ልብስ ማጠብ አልታማም እንደውም ጓደኞቼ ልብስ እጠብልን እያሉ ይጠይቁኛል ይሄ የሚሉትም እንግዲህ ልብስ የማጠብ ችሎታ ስላለኝ ነው ማለት ነው። ልብስ ሳጥብ እኔ እሽት አድርጌ በሳሙና ውሃውን በደንብ እየጨመርኩ በጣምም ሳላበዛ አነሳ አድርጌ በደንብ አድርጌ እየጨመቅኩና እየጨፈጨፍኩ ልብሱን በደንብ አድርጌ ስለማጥበው ንፁህና በጣም የሚያመራ አድርጌ ውብ አድርጌ እንደውም እድሮ እንደነበረ እንደ አዲስነቱ ነው የሚሆነው ማለት ነው። እናም በዚህ የተነሳ ጓደኞቼ ልብስ እንድታጥብልን እያሉ ይጨቀጭቁኛል ማለት ነው። አንዳንዴ ወደ አመት ባል ወይም ደግሞ ከፍተኛ የሆነ ፕሮግራም በሚኖርባቸው ጊዜ ልብሳቸውን የማጥብላቸው እኔ ነኝ ማለት ነው። ምክንያቱም እኔ ልብስ ሳጥብ በደንብ ጥድት አድርጌ ስለማጥበው እነሱ እንዳጥብላቸው ስለሚጠይቁኝ እኔ ደግሞ ጓደኞቼን በጣም ስለምወዳቸው እና ማስቀየም ስለማልፈልግ ይሄንን ልብስ የነሱን አጥብላቸዋለሁ ማለት ነው። እና ልብስ ማጥብ ሁላችሁም ማወቅ እንዳለባችሁ ይገባል ማለት ነው። ምክንያቱም እኔ ጓደኞቼን ስለማያቸው በጣም ያሳዝኑኛል ምክንያቱም እኔ ባልኖር ነሮ ልብስን እንዴት እንደሚያጥቡ አስበዋለሁ? እናም ለእነሱ በጣም ከባድ ስለሆነባቸው ማለት ነው። እናም እናንተም እንደነሱ እንዳትሆኑ ከአሁኑኑ ልብስን ማጥብ እንድትለምዱ እነግራችኋለሁ። በርግጥ ቤት ውስጥ የምታሳጥቡ ለሴት ለእህታችሁ ወይም ደግሞ ለትንሽ ወንድማችሁ ወይም ደግሞ ለሚስታችሁ ሊሆን ይችላል ስለዚህ። እዛም ቢሆን እናንተ ማገዝ አለባችሁ በዚያውም ልብስ አጠባ በእጃችሁ እንድትችሉ ስለሚያግዛችሁ ነው። ስለዚህ ልብስ አጠባ ሁላችሁም ማወቅ ያለባችሁ ጉዳይ ስለሆነ ሁላችሁም ልብስ አጠባ ማጠፍ በጣም አስፈላጊ ስለሆነ ሁላችሁም ልብስ አጠባ እንድታደርጉ እጋብዛችኋለሁ ማለት ነው። እና ሁላችሁም ልብስ አጠባን ብታደርጉ አሪፍ ነው ብዬ ነው የማስበው። ስለዚህ እኔ እንግዲህ በእጅ ልብስ ማጥብ በጣም ያስደስተኛል ማለት ነው። ልብሴንም የማጥበው በጄ ነው እንጂ በማሽን አይደለም ማለት ነው። ስለነበረ እንግዲህ

እሺ ጤና ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ የቀረበልኝን ጥያቄ እንግዲህ ለመመለስ በጣም ፈቃደኛ ነኝ ይሄ ማለት ነው። እንግዲህ የቀረበልኝ ጥያቄም እንዲህ ይላል ማለት ነው። እሱም ከጓደኞች ከጓደኞቻችን ከጓደኞቹ ጋር ትገናኛለህ? ይላል አዎ ከጓደኞቼ ጋር እገናኛለሁ። እንግዲህ ከጓደኞቼ ጋር የምገናኝበት ብዙ አላማዎች ይኖረኛል ማለት ነው። እንግዲህ የመጀመሪያው አላማ የተለያዩ ስራዎችን በጋራ ለመስራት ከጓደኞቼ ጋር እገናኛለሁ ማለት ነው። ምክንያቱም ከጓደኛ ጋር መገናኘት ከፍተኛ የሆነ ጥቅም አለው ማለት ነው። ከጓደኛ ጋር መገናኘት ጥቅሙ ምንድነው? ከተባለ የተለያዩ ስራዎችን በጋራ ለመስራት ጓደኞቻችን ጋር ጓደኞች ጋር የተለያየ ምክሮችን ለማከናወን ከጓደኞቼ ጋር የግድ መገናኘት አለብን ማለት ነው። እንግዲህ ከጓደኛ ጋር ትገናኛለህ ሲባል? እንግዲህ በሁለት መንገድ ልንገናኝ እንችላለን ማለት ነው። ከጓደኞቼ ጋር የመጀመሪያው እንግዲህ ከጓደኞቼ ጋር በስልክ ልገናኝ እችላለሁ። በሁለተኛ ደረጃ ደግሞ በአካል ልገናኝ እችላለሁ ማለት ነው። እንግዲህ በስልክ የምገናኘው ጓደኞቼ ሩቅ ቦታ ያሉ ከሆነ የግድ የምገናኘው በስልክ ይሆናል ማለት ነው። ለምሳሌ በአሁኑ ጊዜ እኔ ያለሁበት ካለው ከወለድኩበት ክፍለ ሀገር ራቅ ያለ በመሆኑ እዛ ክፍለ ሀገር ያሉ ጓደኞቼን የምገናኛቸው በስልክ ነው ማለት ነው። እና በስልክ ተገናኝቼ እንግዲህ ለተለያየ አላማ ልነጋገር እችላለሁ። በመጀመሪያ ሰላምታ ለማለት ምክንያቱም በአካል ተገናኝቻችሁ ስለማላውቅ እንግዲህ እየደወልኩ ስላምጣ እንባባላለን ማለት ነው። ከዛ በዘለለ ደግሞ የተለያዩ መልእክቶችን ለቤተሰብም ለመላክ እንግዲህ በስልክ እነዛን ጓደኞቼን እገናኛለሁ ማለት ነው። እንዲሁም ደግሞ በቅርቡ ያሉ ጓደኞቼን ደግሞ በአካል እገናኛቸዋለሁ ማለት ነው። በአካል ተገናኝቼ እንግዲህ ለጨዋታም ለወሬ ለመጫወትም ሊሆን ይችላል ወይም ደግሞ የተለያየ ስራ ለመስራት ሊሆን ይችላል ማለት ነው። እና አሁንም ከጓደኛዬ ጋር በአካል ተገናኝቼ ነው ማለት ነው ይሄን ስራ እየሰራሁ ያለሁት እና። ሁላችሁም ከጓደኛችሁ ጋር እንግዲህ በተለያየ አላማ ልትገናኙ ትችላላችሁ ማለት ነው። እና ለተለያየ አላማ የምትገናኙ ከሆነ አላማችሁን ደግሞ ለጠቃሚ ነገር መሆን አለበት ማለት ነው። እና ከደንበኞቼ ጋር እንግዲህ በተለያየ ጉዳይ ልገናኝ እችላለሁ ማለት ነው። እንግዲህ ከደንበኞቹ ጋር መገናኘት ማለት ደንበኞችን እንግዲህ ንግድ በምናደርግበት ጊዜ ሊሆን ይችላል ማለት ነው። እና ንግድ በምናደርግበት ጊዜ ከደንበኞቹ ጋር መገናኘት በጣም ትልቅ የሆነ ጥቅም አለው ማለት ነው። በአካል በመገናኘት እንግዲህ ስንገናኝ ልንከራከር በዋጋ ዙሪያ አንድ እቃ ስሸጥላቸው ሊሆን ስለ እቃ ስለዛ እንግዲህ እቃ በደንብ እያወራን በአካል ልንነጋገር እንችላለን ማለት ነው። እና የሚመቻቸው ከሆነ እቃውን ሊገዙት ይችላሉ ማለት ነው። የማይመቻቸው ከሆነ ደግሞ ያንን እቃ ሊተውት ወይም ደግሞ ሊጥሉት ይችላሉ ማለት ነው። ማለትም ዋጋው ካልተመቻቸው ሊተውት ይችላሉ ማለት ነው እና እንግዲህ ከደንበኞች ጋር መገናኘት ለብዙ አላማ ሊሆን ይችላል ማለት ነው። እንግዲህ ሌላው ደግሞ እንግዲህ ከእኛ ላይ እቃ ለማምጣት ሊሆን ይችላል ወይም ደግሞ ከሌላ ቦታ ቃል ለማስመጣት ከደንበኞቼ ጋር ልንገናኝ እንችላለን ማለት ነው። ይህ እንግዲህ በንግድ አለም ውስጥ ያለ ከደንበኞች ጋር የምናደርገው ግንኙነት ነው ማለት ነው። ከዚህም በዘለለ እንግዲህ ቀን ከመግዛትም በዘለለ የተለያዩ ጉዳዮችን ለማስፈፀም በተለያዩ አላማ ላይ ትኩረት በማድረግ ከጓደኞቼ ጋር እንግዲህ ከደንበኞቼ ጋር እንግዲህ ሁሌ እገናኛለሁ ማለት ነው። ከደንበኞች ጋር መገናኘት ትልቅ የሆነ ጠቀሜታ አለው ማለት ነው። ምክንያቱም የደንበኞችን ፍላጎት ለማወቅ ምን እንደሚፈልጉ ምን አስፈላጊ እንደሆነ በዚህ ሰዓት የነሱን ፍላጎት ከስሩ በደንብ ለመረዳት ደንበኞችንም በአካል ማግኘት በጣም አስፈላጊ ይሆናል ማለት ነው። ምክንያቱም በስልክ ከማግኘት በአካል ማግኘት ጥሩ የሆነበት ምክንያት የደንበኞችን ፍላጎት ወይም ደግሞ የነሱን ትኩረት በደንብ አድርጎ ለመረዳት እና የሚፈልጉትን ነገር ለማቅረብ ስለሚያስችል ከደንበኞች ጋራ መገናኘት ከፍተኛ የሆነ ጥቅም አለው ማለት ነው። እና ሁሌም ከደንበኛ ከደንበኞች ጋር እየተገናኙ የሻይ ቡና ፕሮግራም ማካሄድ እንዲሁም ደግሞ በእረፍት ጊዜ አብሮ መዝናናት በጣም ጥሩ ነው ማለት ነው። ምክንያቱም ትልቅ የሆነ ግንኙነት የሚኖረን ከሆነ ደንበኞቻችን እኛን ጥለውን ወደ ሌላ ሊሄዱ አይችሉም ማለት ነው። እና ደንበኞችንም ወደ እኛ እንዲመጡ ለመሳብ የግድ ከደንበኞቻችን ጋር ግንኙነት ማድረግ መገናኘት በጣም አስፈላጊ ነገር ስለሆነ ሁላችሁም በደንበኛችሁን በክብርና በአሪፍ ሁኔታ ልትይዙ ልትንከባከቡ ይገባል ማለት ነው። ሁላችሁም እንግዲህ ይህንን ብታደርጉ በጣም አሪፍ ነው ብዬ እመክራችኋለሁ።

እሺ ሰላም ጤና ይስጥልኝ እንግዲህ ይሄንን ጥያቄ ምላሽ ለመስጠት በጣም በደስታ ነው ማለት ነው የማቀርብላችሁ። እንግዲህ ጥያቄውም ቪዲዮ ጥሪ ታደርጋለህ ይላል? የቪዲዮ ጥሪ አዎ አደርጋለሁ። እንግዲህ የቪዲዮ ጥሪ ማለት እንግዲህ። ይሄ ቪዲዮ ጥሪ የሚካሄደው ጥሩ የሆነ ስልክ ወይም ደግሞ ተች ስልክ ሲኖረን ነው ማለት ነው። እና ይሄን ተች ስልክ ተጠቅመን የቪዲዮ ጥሪ ለማካሄድ እንግዲህ የተለያዩ ነገሮች ሊኖሩን ይገባል ማለት ነው። የመጀመሪያውን ስንወስድ እንግዲህ በመጀመሪያ ደረጃ ዳታ ሊኖረን ይገባል ወይም ደግሞ ዳታ የማይኖር ከሆነ ደግሞ ስልካችንን ከዋይፋይ ጋር ማገናኘት አለብን ማለት ነው። ያንን ካደረግን እንግዲህ እናም ደግሞ ሌላ ተጨማሪ የሚሆነው የስልክአችንም ባትሪ ሊኖረው ይገባል ማለት ነው። ከዚህም በተጨማሪ እንግዲህ ሲም ካርድ መኖር አለበት። ሲም ካርድ ካለን እንግዲህ ደግሞ የተለያዩ መተግበራያዎችን እንጠቀማለን ማለት ነው። እንግዲህ እንዲሁ በሲም ካርድ እና ባትሪ ስላለ እንዲሁም ተች ስልክ ስላለ ብቻ። ዋይፋይም ወይም ደግሞ ዳታ ስላለ ጥሪውን የቪዲዮ ጥሪ ማድረግ አይቻልም ማለት ነው። ይሄን የቪዲዮ ጥሪ ለማድረግ የተለያዩ መተግበሪያዎች ያስፈልጉናል ማለት ነው። እንግዲህ የመጀመሪያውን ብንወስድ ለምሳሌ የቴሌግራም መተግበሪያ ሊኖረን ይገባል ማለት ነው። እንግዲህ በቴሌግራም መተግበሪያ ፈለግነው ሰው ላይ የቪዲዮ ጥሪ ማድረግ ይቻላል ማለት ነው። ያንን በመጠቀም እንግዲህ ፊት ለፊት እየተያየን ወይም ደግሞ ሰውየው ምን ቦታ ላይ እንደተቀመጠ የት እንዳለ በቀላሉ ያየን እንዲሁም ደግሞ ያለበትን ሀገር ሊያሳየን ይችላል ማለት ነው። በቪዲዮ ጥሬው ላይ እንዲሁም ስለ ሰውየው መልካ አጠቃላይ ሁኔታ ማየት እንችላለን የለበሰው ልብስ አይነት ከለሩ ምን እንደሚመስል ስለ ሰውየው ውፍረት አጠቃላይ ስለ ሰውየው ሁሉም ነገር በስልኩ በሚደረግ የቪዲዮ ጥሪ ላይ በቀጥታ ማየት እንችላለን ማለት ነው። እና ይህ የቪዲዮ ጥሪ እንግዲህ በስልክ የድምጽ ጥሪ ከሚደረግ ለየት ያደርገዋል ማለት ነው። ይህ የሆነበት ምክንያትም እንግዲህ ሰውየውን በአካል እያየነው ነው ማለት ነው። ንግግር የምናደርገው ማለት ነው እንግዲህ ይሄን በምናደርግበት ጊዜ ከድምጽ ጥሪ ይልቅ የተሻለ ነው ያለበት ምክንያት አንደኛ ሰውየውን በደንብ እናየዋለን እንረዳዋለን የሰውየውን ትኩረት የሰውየውን ፍላጎት የሰውየውን ሁኔታ እያየን የፈለግነውን ሀሳብ ማሸራሸር እንችላለን ማለት ነው። ከዚህም በተጨማሪ እንግዲህ የቪዲዮ ስልክ ጥሪ ማድረግ ሌላው ጥቅሙ ያለው ደግሞ እንግዲህ ሰውየውን ምን አይነት ሁኔታ ላይ እንዳለ እየምንረዳበት ነው ማለት ነው ከስቷል ወፍሯል የሚለውን ለመረዳት ያስችላል ማለት ነው። እንጂ ሰውን እንግዲህ በድምጽ አይቶ ከስቷል ወፍሯል ለማለት በጣም አዳጋች ስለሚሆን ስልኩ ሰውየውን በቀጥታ በማየት የሰውየውን ሁኔታ በቀላሉ እንትን ማለት ይቻላል ማለት ነው። መተግበር ይቻላል እንዲሁም ደግሞ ስንነጋገርም በቀላሉ ለመግባባት በቪዲዮ ብንተያይ በጣም አስፈላጊ ነው ማለት ነው። ምክንያቱም አንድ አባባል አለ ለዚህ የሚሆን ነገር በአይን ይገባል ይባላልና በቪዲዮ ፊት ለፊት እየተያየን ከሆነ የምናወራው በቀጥታ ሀሳባችንን ሙሉ በሙሉ መለዋወጥና ሀሳባችንንም ሙሉ በሙሉ መቀባበል በደንብ እንድንረዳው ያደርገናል ማለት ነው። እና ከድምጽ ጥሪ ይልቅ የቪዲዮ ጥሪ በጣም አሪፍ በመሆኑ ሁላችሁም የቪዲዮ ጥሪ ልታደርጉ ይገባል ማለት ነው። በሁለተኛ ደረጃ የቪዲዮ ጥሪ የምናደርግበት መተግበሪያ ደግሞ የኢሞ መተግበሪያ ነው ማለት ነው። ኢሞ ላይም እንግዲህ እንደ ቴሌግራም ሁሉ በቪዲዮ በመደወል የፈለግነውን ሰው ፊቱን እያየን የፈለግነውን ሰው በአካል እንደዚህ እየተያየን ማውራትና መነጋገር ሀሳብ መለዋወጥ እንችላለን ማለት ነው። እና ይህም መተግበሪያ በጣም አስፈላጊ ነው ማለት ነው። ይህንንም መተግበሪያ እንግዲህ ቅድም እንዳልነው ከፕላይ ስቶር ላይ ከስልካችን ላይ አውርደን መተግበሪያውን መክፈት የፈለግነውን መረጃ በአካል እየተያየን መለዋወጥ እንችላለን ማለት ነው። እና ለዚህም ይሆን ዘንድ እንግዲህ ይሄን ሀሳብ ለመለዋወጥ በጣም አስፈላጊ በመሆኑ ሁላችንም እንግዲህ ይህንን መተግበሪያ በማውረድ የቪዲዮ ድምጽ መለዋወጥ ማድረግ እንችላለን ማለት ነው። እና ይህንን ለማድረግ እንግዲህ ሁላችንም መተግበሪያ ሊኖረን ይገባል መተግበሪያ ከሌለን ግን ሀሳቡን ለመለዋወጥ በጣም አስቸጋሪ ነው የሚሆነው ማለት ነው። እና ይህንን ለማድረግ የተለያዩ መተግበሪያዎችን መጠቀም ይኖርብናል ማለት ነው። እንግዲህ ያው የነበረን ጊዜ ይሄ ነው የድምጽ ጥሪ እኔ ማነው የቪዲዮ ጥሪ ማድረግ በጣም ይመቸኛል ማለት ነው። የቪዲዮ ጥሪም አድርጌ አውቃለሁ ማለት ነው። ይሄንን አድርጌ ስላወቅኩ እንግዲህ በጣም ደስ ብሎኛል። እናንተም ይሄንን እንድታደርጉ

ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የቀረበልኝን ጥያቄ በቀጥታ አቀርብላችኋለሁ። ጥያቄውም ሌሎችን መርዳት ትወዳለህ? የሚል እንግዲህ ሌሎችን መርዳት አዎ እወዳለሁ። መረዳዳት እንግዲህ ባህላችን ነው ማለት ነው። እንግዲህ እኛ ኢትዮጵያውያን እንደመሆናችን መጠን አንዱን አንዱ መርዳት የተለመደ ባህላችን ነው ማለት ነው። በተለይም ደግሞ እኛ አካባቢ ላይ ሰውን መርዳት እጅግ በጣም ተፈላጊ የሆነ ተግባር ስለሆነ ሰውን መርዳት በጣም ያስደስተኛል ማለት ነው። ሰውን መርዳት እንግዲህ ውስጣዊ ሰላምን ይፈጥርልናል ማለት ነው። የአንድን ሰው እንግዲህ በተለያየ ነገር ልንረዳው እንችላለን ማለት ነው። እንግዲህ የአንድን ሰው የምንረዳው በገንዘብ ልንረዳው እንችላለን በጉልበት ልንረዳው እንችላለን እንዲሁም ደግሞ በእውቀት ልንረዳው እንችላለን ማለት ነው። እና እንግዲህ እኔ በተቻለ መጠን ባለኝ አቅም ሰው እረዳለሁ ወይ ማለት ነው። በገንዘብ ሊሆን ይችላል። ወይም ደግሞ በጉልበት ወይም ደግሞ በሀሳብ በእውቀት እንግዲህ ሰውን እረዳለሁኝ ማለት ነው። እንግዲህ ሰውን በገንዘብ መርዳት ሲባል እንግዲህ የተወሰነ ገንዘብ ትርፍ ይኖረናል ማለትም ከእኛ ከፍጆታችን የሚተርፈውን ገንዘብ በሚተርፍ ገንዘብ ማለት ነው ሰዎችን መርዳት በጣም አስፈላጊ ነው ማለት ነው። ምክንያቱም እግዚአብሔር አምላክም ሰውን መርዳት በጣም ጥሩ እንደሆነ ስለነገረን እሱን ለማድረግ እንግዲህ እኛ እርዳታ ለሰው ልጅ ማድረግ ይጠበቅብናል ማለት ነው። ምክንያቱም እግዚአብሔር አምላክ እንዲህ ብሏል። ስራብ አብልታችሁኛል ወይ ስጠማ አጉርሳችሁኛል ወይ አጠጥታችሁኛል ወይ ስላለ ለማድረግ እንግዲህ ይህንን ቃሉን ለመተግበር። እኛ እንግዲህ ሰውን መርዳት በጣም ጥሩ የሆነ ጥሩ የባህላዊ ሴታችን መሆኑም ስለሆነ ይሄንን ልናደርግ ይገባል ማለት ነው። እና ሰው ሌሎችን መርዳት እጅግ አድርጎኝ ደስ የሚለኝ እና ሁሌም የምተገብረው ጉዳይ ነው ማለት ነው። እና ሁላችሁም እንግዲህ ሰዎችን በመርዳት ውስጣዊ ሰላም እና እርካታን ማግኘት እንደምትችሉ እነግራችኋለሁ ማለት ነው። እና ይህንን ለማድረግም እንግዲህ ያው ባለን አቅም ባለን አቅም ማለት ነው ሰውን መርዳት ማለት ነው። እንግዲህ ሰው ያለውን ከሰጠ ክፉ አይባልም እርጉም አይባልም ንፉግ አይባልም ይባላል ማለት ነው። እንግዲህ የብሩ ማነስ መብዛት ላይሆን ይችላል ባለችን አቅም ሰውን መርዳት ከቻልን እኛ በጣም የታደልን እና ትልቅ ሰዎች ተብለን እንታወቃለን ማለት ነው። ሰውን መርዳት እንግዲህ ቅንነት የሚጠይቅ ነገር ነው ማለት ነው። ሰውን መርዳት እንግዲህ ግዴታ አይደለም ነገር ግን ውዴታ ነው። ግን ደግሞ ክርስቲያናዊ ወይ ግዴታ ነው ማለት ነው። ክርስቲያን ወይም ደግሞ የሆነ እምነት ተከታይ ከሆን እምነታችን ሰውን እንድንረዳ ያደርጋል ማለት ነው። የሁሉም የእምነት እንግዲህ ተቋማት ሰውን መርዳት የተቸገረን መርዳት በሁሉም እምነት ላይ ያለና በሁሉም እምነት በጎ የሆነ ተግባር እንደመሆኑ መጠን ማንኛውም እምነት ተከታይ የሰው ልጅ መስራት ያስደስተዋል ማለት ነው። ከእምነትም በዘለለ እንግዲህ የሰው ልጅ ወይም ደግሞ ሰውነታችን በራሱ አንድ ሰው ሰው በመሆኑ ብቻ በመርዳታችን ደስታን ማፍለቅና ደስታን ማግኘት ስለምንችል የሰውን ልጅ መርዳት ከሁላችንም የሚጠበቅ ተግባር ነው ማለት ነው። እና ይህንን እርዳታችንን ወደኋላ ማለት የለብንም ማለት ነው። እና ሁላችንም ሰውን በመርዳት ደስታን ማግኘት እንደምንችል ይታወቃል ማለት ነው። ሌላው ደግሞ እንግዲህ በሀሳብ ወይም ደግሞ በእውቀት መርዳት ማለት ነው። እንግዲህ ባለን እውቀት ሰውን ልንአግዝ እንችላለን ማለት ነው። በርግጥም እውቀት ማለት ሀብት ነው። እንግዲህ ሀብት ማለት ከገንዘብ እርዳታም የማይተናነስ ነው ማለት ነው። እንግዲህ አንድ ሰው የሆነን ነገር ለማገናወን ብዙ ነገር ሊያንስው ይችላል ማለት ነው። እና ያንን ነገር ማድረግ ካልቻለ እኛ ደግሞ በእውቀት ካገዝነው እንግዲህ በእውቀታችን ረዳነው አገዝነው ይባላል ማለት ነው። ለምሳሌ ያክል ብንወስድ እንግዲህ አንድ ተማሪን ያልገባውን ነገር በደንብ ማስረዳት ይሄ እንግዲህ በእውቀት መርዳት ከሚባለው ውስጥ አንዱ ነው ማለት ነው። እንዲሁም ደግሞ የተለያዩ ሰዎች የሆነን ተግባር ማከናወን ሳይችሉ ሲቀሩ ይሄን በዚህ መንገድ ይሄን እንደዚህ አድርገህ ብትሰራው እንደዚህ ብታደርገው ጥሩ ነው ብለን ብንነግረው ያ ራሱ በእውቀት እንደረዳነው በእውቀት መርዳት ተብሎ ይጠራል ማለት ነው። ሌላው ደግሞ በጉልበት መርዳት ነው። በጉልበት መርዳት የምንል እንግዲህ አቅመ ደካሞች ሊኖሩ ይችላሉ እነዛን አቅመ ደካሞች እንግዲህ እኛ በቻልነው መጠን የነዛንን ስራ እኛ ማከናወን ስንችል ማለት ነው። ለምሳሌ ብንወስድ እንግዲህ አንድ ሰው ከባድ ሽክም ተሽክሞ በጣም እያጣጣረ በሚሄድበት ጊዜ እኛ ደግሞ ያንን ሸክም ተቀብለን ልልሸኝለት ወይም ደግሞ እቤቱ ልናደርስለት ይገባል ይሄ እንግዲህ በጉልበት መርዳት ተብሎ ይጠራል ማለት ነው። ሁላችሁም ይሄን አድርጉ

እሺ ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የቀረበልኝን ጥያቄ ለማቅረብ እወዳለሁ ማለት ነው። እንግዲህ ጥያቄው ብስክሌት ትጋልባለህ የሚል ጥያቄ ነው ማለት ነው። እና ወደ ጥያቄ መመለስ አዎ ብስክሌት እጋልባለሁ ሁሌ ብስክሌት እጋልባለሁ ማለት ነው ይህንን ብስክሌት እንግዲህ በተለያየ ጊዜ እና ለተለያየ አላማ እጋልበዋለሁ ማለት ነው። እንግዲህ ይሄን ብስክሌት በእግር ከመጓዝ ይልቅ በብስክሌት መጓዝ ፍጥነትን ስለሚጨምርልኝ ማለት ነው። ወደ ስራ ቦታ በምሄድበት ጊዜ በዚህ ብስክሌት እየጋለብኩ ወደ ስራ ቦታ እሄዳለሁ ማለት ነው። አብዛኛውን ጊዜ የኔ ያለሁበት እና የስራ ቦታዬ ስለሚራራቅ በዚህ በብስክሌት እየጋለብኩ መሄድ ያስደስተኛል ማለት ነው። በሞተር ከመሄድ ይልቅ በብስክሌት መሄድ ያስደስተኛል ማለት ነው። ምክንያቱም በሞተር ከምሄድ በብስክሌት መሄድ የሚያስደስተኝና የወደድኩበት የወደድኩበትም ምክንያት ቢኖር እንግዲህ በብስክሌት ስንሄድ ያው በእግር ከመሄድ ፍጥነትን ይጨምራል ቶሎ እንድንደርስ ያደርገናል ማለት ነው። በሁለተኛ ደረጃ ደግሞ በብስክሌት መሄድ እንግዲህ ስፖርት እንደመስራት እንቅስቃሴ እየሰራን ነው ማለት ነው የምንሄደው። የእግር እንቅስቃሴ እናደርጋለን በእጃችንም ክብደታችንን እንደዚህ በመጠበቅ ስፖርት እየሰራን ስለሆነ እንግዲህ ብስክሌት እየጋለቡ መሄድ በጣም ስለሚያስደስተኝ። ሁሌ ብስክሌት እየጋለብኩ ወደ ስራ ቦታ እሄዳለሁ ማለት ነው። እንግዲህ ከስራ ቦታ በተጨማሪም እንግዲህ ብስክሌቴን ለመዝናናት ብስክሌቴን እጋልባለሁ ወይ ማለት ነው። እንግዲህ ኳስ ሜዳ በመሄድ ማታ ማታ አካባቢ በብስክሌት የኳስ ሜዳውን አራቴ ወይም ደግሞ አምስት ጊዜ እየጋለብኩ እዞረዋለሁ ማለት ነው። ይህ እንግዲህ የሆነበት ምክንያት ስፖርት እንደ ስፖርት ስለምቆጥረው ማለት ነው። ብስክሌት መጋለብ በጣም ደስ ስለሚለኝ በብስክሌት እየጋለብኩ ጓዝ ሜዳውን እዞራለሁ ማለት ነው። እንግዲህ እንደዚህ በምዞርበት ጊዜ ሰውነቴን እያሟሟኩኝና እግሬንም ስፖርት እያሰራሁት እንደሆነ ይሰማኛል። እንዲሁም ደግሞ እጅም ስፖርት ጥንካሬን ይፈጥርልኛል ማለት ነው። እና ብስክሌት መጋለብ በጣም ደስ ይላል ማለት ነው። እንዲሁም በተጨማሪ እንግዲህ ብስክሌት የኔ ብስክሌትን ካልያዝኩት የሌላ ሰው ብስክሌት ተከራይቼ በሳንቲም ማለት ነው። ብስክሌት መጋለብ በጣም ደስ ይለኛል። ብስክሌት እንግዲህ በተለያየ አላማ አጋልባለሁኝ ማለት ነው። ይህም እንግዲህ ወደ ገጠር ሲሄድ ወደ ክፍለ ሀገር ማለት ነው። በብስክሌት እየጋለብኩ እሄዳለሁ ማለት ነው። እንግዲህ በብስክሌት መጋለብ ከሳይክል የተሻለ ነው። ምክንያቱም ብስክሌት መጋለብ ገንዘብ ውጪ አያወጣም ማለት ነው። አንድ ጊዜ ብስክሌቱን ከገዛ ነው ማለት ነው። ምክንያቱም ሌሎቹ ተሽከርካሪዎችን ብንወስድ ለምሳሌ ሞተር ብንወስድ ነዳጅ ያስፈልገዋል ማለት ነው። ነገር ግን ብስክሌት ግን እያለ ነዳጅ በኛው ጉልበት። ፔዳሉን እየመታን ወደ ፈለግነው አቅጣጫ መሄድና መድረስ በቀላሉን እንችላለን ማለት ነው። እና ብስክሌት መንዳት በጣም ስለሚያስደስተኝ ብስክሌት ሁሌ እነዳለሁኝ ማለት ነው። ብስክሌት በጣም ደስ የሚል ነገር ነው ብስክሌት መንዳት ሁላችሁም ልትለማመዱት ይገባል ማለት ነው። ብስክሌት መንዳት ካልተለመደ በጣም ከባድ ነው እብስክሌት ትወድቀን ልንጎዳ እንችላለን ማለት ነው። ስለዚህ በመጀመሪያ መስክ አካባቢ ላይ ያስፈልጋል ማለት ነው። ለመለማመድ እንግዲህ ሰው ያስፈልጋል ሰው ደግፎ ይዞን ያንን ብስክሌት ልንነዳ ይገባል ማለት ነው። እንግዲህ ብስክሌት መጋለብ በጣም ደስ ስለሚለኝ ብስክሌቴን ለሰው መስጠት አይመቸኝም። ነገር ግን ባቆምኩበት ሳላስበው ጓደኞቼ ወስደው ይጋልቡብኛል ማለት ነው። በተለይ አንደኛው ጓደኛዬ ብስክሌት መጋለብ በጣም ይወዳል ማለት ነው። እና ስለሚወድ የኔን ሳይክል ሳላስበው ባይስክሌን እየወሰደ ይጋልብብኛል ማለት ነው። እና ብስክሌት መጋለብ እና እኔን እጅግ አድርጎ ጉዳይ ነው ማለት ነው። እንግዲህ የእናንተን አላውቅም እናንተም ብስክሌት መጋለብ የምትወዱ ከሆነ እንደኔ ናችሁ ማለት ነው። ግን ደግሞ ሳስብ ብስክሌት መጋለብ ሁሉም ሰው የሚወድ ይመስለኛል መጀመሪያው ሞተር ከመንዳታችን በፊት ብስክሌት መጋለብ በጣም የሚያስደስት ነገር ነው። ብስክሌት ግን መጋለብ ካልቻልን ሞተር ለመጋለብ በጣም ያስቸግራል ማለት ነው። ምክንያቱም የብስክሌት መሪ አያያዝን ካልለመድን ሞተር መያዝ በጣም ከባድ ነው ማለት ነው። እንግዲህ ከብስክሌት ወድቀን ልንጎዳ እንድችላለን ነገር ግን ከሞተር ደግሞ የባሰ ነው ማለት ነው። ምክንያቱም ሞተሩ በከፍተኛ ፍጥነት ስለሚሮጥ ያንን ሞተር ከዛ ሞተር ላይ ከወደቅን ከፍተኛ የሆነ ጉዳት ሊደርስብን ይችላል ማለት ነው። እና ሁላችንም እንግዲህ ብስክሌት መጋለብ ልንለማመድ ይገባል ማለት ነው። ሁላችሁም ብስክሌት መጋለብ እንድትለምዱ እጋብዛችኋለሁ ማለት ነው። ምክንያቱም ብስክሌት መጋለብ ብዙ ጥቅሞች ስላሉት ማለት ነው። የመጀመሪያው የፈለግነው ሌተሩ ለመድረስ ሁለተኛው ደግሞ

ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። ጥያቄውም እንግዲህ የእቃ ቁጥጥር ታደርጋለህ ይላል? የእቃ ቁጥጥር አዎ ማድረግ ይመችኛል ማለት ነው። እንግዲህ የእቃ ቁጥጥር ሲባል እቃውን የት ላይ ተቀመጠ ለማን አበደርን ማን ወሰደው የት ነው ያለህ በምን አይነት ሁኔታ ነው ያለ የሚለውን ነገር የምናጠናበት ጉዳይ ነው ማለት ነው። እና እኔም እንግዲህ የእቃ ቁጥጥር አደርጋለሁ ማለት ነው። የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። የእቃ ቁጥጥር ካላደረግን እቃችን ሊበላሽ ሊጠፋብን ይችላል ማለት ነው። እንዲሁም ደግሞ የእቃ ቁጥጥር የማናደርግ ከሆነ እቃውም በቀላሉ ሊሰበር ይችላል ማለት ነው። እና ይህንንም በማስቀጠል እንግዲህ እነዚህ ጉዳቶች እንዳይፈጠሩና እንዳይከሰቱ እኔ የቃ ቁጥጥር ማድረግ እወዳለሁ። ስለዚህ የእቃ ቁጥጥር ሁሌም አደርጋለሁ ማለት ነው። እንግዲህ እቃዎች የተለያዩ እቃዎች ብዙ አይነት እቃዎች ሊሆኑ ይችላሉ ማለት ነው። እነዚህ እቃዎች እንግዲህ አንደኛ የመሳሪያዎች ሊሆኑ ይችላሉ ማለትም ለስራ የምንጠቀማቸው እቃዎች ሊሆኑ ይችላሉ። እና እነዚህ እቃዎች እንግዲህ የተለያዩ እቃዎች ናቸው ያ ማለት ከብረት የተሰሩ እቃዎች ሊሆኑ ይችላሉ። እንዲሁም ተሸክላ የተሰሩ እቃዎች ሊሆኑ ይችላሉ እንዲሁም ደግሞ ኤሌክትሪክ ነክ የሆኑ እቃዎች ሊሆኑ ይችላሉ ማለት ነው። እና ሁሉም እቃዎች የራሳቸው የሆነ ጥንቃቄ ያስፈልጋቸዋል ማለት ነው። በተለይ ደግሞ እነዚህ የሚሰበሩ እቃዎች ከሸክላ የተሰሩ እቃዎች ከፍተኛ የሆነ ጥንቃቄ ይደረግባቸው ይገባል ማለት ነው። ያ ካልተደረገ ሊሰበሩና ሊበላሹ ይችላሉ ማለት ነው። ሌላው ደግሞ ከብረት ነክ የተሰሩ እቃዎች ለምሳሌ አካፋ ወይም ደግሞ እንጨት የመሳሰሉት እቃዎች በቀላሉ የሚሰበሩ ባይሁኑም ግን ደግሞ የሆነ አልባሌ ቦታ ላይ የሚወድቁ ከሆነ ለዝገት ይጋለጻሉና ይዶማሉ ማለት ነው። ስለዚህ ሁሉንም እቃዎች በጥንቃቄ ልንጠብቃቸው ይገባል ማለት ነው። እና የእቃ ቁጥጥር ማድረግ ያስፈልጋል ማለት ነው። እኔ የምሰራበት አከባቢ ላይ ለምሳሌ የእቃ ቁጥጥር እና ደህንነት ወይም ደግሞ የእቃ ማስቀመጫ የስቶር ወይም ደግሞ የእቃ ማስቀመጫ የመጋዘን ቤት አለ ሀላፊ አለ ማለት ነው። እና ያ የመጋዘን ቤት ሀላፊው እንግዲህ ከፍተኛ የሆነ የእቃ ቁጥጥር ያደርጋል ማለት ነው። ምክንያቱም እቃው ቢጠፋ ቢሰበር ወይም ደግሞ ቢሰረቅ ተጠያቂ የሚሆነውና ከደሞዙ ላይ ቅናሽ የሚደረግበት እሱ ስለሆነ ይእቃ ቁጥጥር ያደርጋል ማለት ነው። እና የእቃ ቁጥጥር ማድረግ በጣም አስፈላጊ ነገር ነው። ምክንያቱም እቃውን እንግዲህ አንድ ጊዜ ተጠቅመን ነገም ደግሞ ለስራ ስለምንጠቀምበት ያንን እቃ ለቀጣይ እንዲሆነን እንዲያገለግለን የግድ ቁጥጥር ማድረግ ይኖርብናል ማለት ነው። እና የእቃ ቁጥጥር ማድረግ ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም የእቃ ቁጥጥር ልናደርግ ይገባል ማለት ነው። የእቃ ቁጥጥር ማድረግ ከፍተኛ የሆነ ሙያን የሚጠይቅ ነው ማለት ነው። ይእቃ ቁጥጥር ማድረግ እንግዲህ ስለቃው ባህሪ ማወቅ ይጠበቃል ማለት ነው። ምክንያቱም እቃው የት ላይ ቢሚቀመጥ ነው ጥሩ የት ላይ ብናደርገው ነው ጥሩ የሚለውን ነገር ማወቅ ከሌለብን አላስፈላጊ ቦታ ላይ አስቀምጠነው ያ እቃ ሊበላሽ ይችላል ማለት ነው። ለምሳሌ እቃው ውስጥ ያለው እንግዲህ ፈሳሽ ወይም ደግሞ የሚቀልጥ አይነት ነገር ከሆነ ያ እቃ ቀዝቀዛ ያለ ቦታ ላይ ሊቀመጥ ይገባል ማለት ነው። ምክንያቱም ሞቃት በሚያገኝበት ወይም ደግሞ ከፍተኛ ሙቃት በሚያገኝበት ጊዜ ያ እቃ እንግዲህ ሊቀልጥ ወይም ደግሞ ሊበላሽ ይችላል ማለት ነው። ስለዚህ የእቃውን ባህሪ በመጀመሪያ ማጥናት የእቃን ቁጥጥር ለማድረግ ያስችለናል ማለት ነው። ለምሳሌ ደግሞ እሚተን አይነት ከሆነም እንደዚሁ የፀሀይ በሚያገኝበት ቦታ ላይ መቀመጥ የለበትም ማለት ነው። ምክንያቱም በትነት መልኩ ሊያልቅ ስለሚችል ነው። ሌላው ደግሞ ጋዝ ነክ ከሆነም እንደዚሁ የሚትን አይነት ከሆነ ተገጥሞ መቀመጥ አለበት ምክንያቱም ተገጥሞ ካልተቀመጠ ያ ነገር እየተነነ ሊያልቅብን ይችላል ማለት ነው። እና ይሄንን ለማድረግ ደግሞ ከፍተኛ የሆነ ጥንቃቄ ሰለሚያስፈልግ ሁላችንም ይህንን ልናደርግ ይገባል ማለት ነው። እና የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ ጠቅለል ሲል እኔ የእቃ ቁጥጥር ማድረግ ያስፈልጋል ብዬ ስለማምን የእቃ ቁጥጥር አደርጋለሁ ማለት ነው። እያንዳንዱን እቃ ተቆጣጥሬና በደንብ አሪፍ የሆነ ቦታ ላይ አስቀምጣለሁ ማለት ነው። ምክንያቱም አሪፍ ቦታ ላይ ካልተቀመጠ ስለሚበላሽ እና ንብረት መውደም ስለሚሆን ይህንን እቃ የግዴታ አስፈላጊ የሆነ ቦታ ላይ አስቀምጬ በጥሩ ሁኔታ ለነገ እና ለቀጣይ ወይም ደግሞ ለሚመጣው ለሌሎች ሰራተኞች እኔ ከዚህ ብሄድ እንኳን ለሌሎች ሰራተኞች እንዲያገለግልና እንዲጠቅም ብዬ አሪፍ የሆነ ቦታ ላይ አስቀምጣለሁ ማለት ነው። እና ሁላችንም ይሄን ለማድረግ እንግዲህ የእቃ ቁጥጥር ማድረግ በጣም አስፈላጊ ነገር ነው። ነገር ግን አንዳንድ ሰዎች በዘፈቀደ እቃቸውን ሲጥሉ ደጅ ሲያሳድሩ ወይም ደግሞ እንዲሁ ተቆሻሻ ገንዳ ጋራ አብረው ሲጥሉ እናያለን ማለት ነው። ይሄ የሆነበትም የእቃ ቁጥጥር ካለማድረግ የተነሳ ነውና ሁላችሁም የእቃ ቁጥጥር ልታደርጉ ይገባል

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የቀረበልኝ ጥያቄም ከጎረቤቶቹ ጋር ጥሩ ግንኙነት አለህ የሚል ጥያቄ ነው ማለት ነው። እንግዲህ ከጎረቤቶቹ ጋር እኔ ጥሩ የሆነ ግንኙነት ነው ያለኝ ማለት ነው። ምክንያቱም ከጎረቤት ጋር ጥሩ ግንኙነት መኖር ጥሩ የሆነ ህይወት እንዲኖረን ከማድረግ አንፃር ከፍተኛ ሚናን ይጫወታል ማለት ነው። እንግዲህ ጎረቤት ማለት በእኛ ዙሪያ የሚገኙ ሰዎች ማለታችን ነው ማለት ነው። እና እነዚህ ጎረቤቶች እንግዲህ ጥሩ ግንኙነት ከሌለ በጣም ከባድ ነው ማለት ነው። ምክንያቱም ከጎረቤት ጋር የምንጣላ ከሆነ ለመኖር እጅግ በጣም አዳጋች ይሆንብናል ማለት ነው። በዛ አካባቢ ውስጥ ምክንያቱም በጎረቤታችን ጋር ጥሩ ስምምነት ከሌለን ለመረዳዳትም ሆነ ለመተዛዘን በጣም ከባድ ነው የሚሆነው ማለት ነው። እንግዲህ ከጎረቤት ጋር በደስታም ሆነ በሀዘን ጊዜ አፍሮ ለመውጣትና ለመግባት ሰላም መሆን ጥሩ ግንኙነት መኖር የግዴታ ይላል ማለት ነው። ምክንያቱም ጎረቤት እንግዲህ ጉሮሮ ቤት ይባላል ማለት ነው። ምክንያቱም ይሄ የሆነበት እንግዲህ ጎረቤት በአቅራቢያ የሚገኝ በመሆኑ ተሉ የሚደርስልን ጎረቤት ነው ማለት ነው። ከዘመዶቻችን ይልቅ ጎረቤቶቻችን ቶሎ ስለሚደርሱልን ከጎረቤቶቻችን ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። እናም እኔ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት ነው ያለኝ ማለት ነው። እናንተም ጥሩ ግንኙነት ሊኖራችሁ ይገባል ብዬ አምናለሁ። ስለዚህም ጥሩ ግንኙነት ማድረግ በጣም አስፈላጊና ጥሩ የሆነ ጉዳይ በመሆኑ ሁላችንም ከጎረቤቶቻችን ጋር ጥሩ ግንኙነት ማድረግ ይጠበቅብናል ማለት ነው። እንግዲህ ጎረቤት በብዙ መንገድ ለእኛ ሊጠቅሙን ይችላሉ ማለት ነው። አንደኛ በስራ ለመተጋገዝ ያስፈልገናል። ሌላኛ ደግሞ ሀዘን በሚከሰትበት ጊዜ ጎረቤቶቻችን ናቸው ማለት ነው። በዚህም ጊዜ እንግዲህ እቃ ለመዋዋዋስ ያስፈልጋል ማለት ነው። እቃ በምንዋዝበት ጊዜ እንግዲህ ጎረቤቶቻችን እቃ ሊያበድሩን ይገባል ማለት ነው። እቃ ካላበደሩን በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ነገሮችን ለማከናወን እኛ ላይ የሌለ እነሱ ላይ ሊኖር ስለሚችል እነሱ ላይ የሌለ ደግሞ እኛ ላይ ሊኖር ስለሚችል ይህንን ነገር መበዳደር ይኖርብናል ማለት ነው። እንዲሁም ደግሞ በጎረቤት ለምሳሌ ከባድ ነገር ቢከሰት ጎረቤት ነው ቶሎ የሚደርስልን። ለምሳሌ አንድ ጊዜ ምን ሆነ መሰላችሁ በጎረቤት የሆነ ከብት ይሰረቃል ማለት ነው። እና ከብት ሲሰረቅ ወዲያውኑ ሰውየው ይነቃል ሰውየው እንደነቃ በጣም ይጮህና እኛን ጎረቤቶቹን ይጠራል ማለት ነው። የዛን ጊዜ ሲጠራ እኛ አቤት እያልን ባትሪ እያበራን ወዲያውኑ እየሮረጥን ስንሄድ ሌባው በሬውን ሊያስወጣ በራፉ ላይ ሲደርስ ያዝነው ማለት ነው። እናም ሌባውም ደግሞ ባትሪ ይዘን ስለነበር ለዩኝ ብሎ በሬውን ጥሎት ፈረጠጠ። ስለዚህም ያንን በሬ አስቀረነው ማለት ነው። እና ይሄ የሆነበትን ምክንያት ከጎረቤቶቻችን ጋር ጥሩ ግንኙነት ስላለን ማለት ነው። እንግዲህ ከጎረቤት ጋር ጥሩ ግንኙነት መኖር በርካታ ጠቀሚታዎች እንዳሉት ከዚህ መረዳት እንችላለን ማለት ነው። እናም ከጎረቤቶቻችን ጋር ጥሩ የሆነ ግንኙነት ልናደርግ ይገባል ማለት ነው። ልክ እንደኔ ጥሩ የሆነ የጎረቤት ግንኙነት እንድታደርጉ እጋብዛችኋለሁ ማለት ነው። እንግዲህ ጎረቤት ስንል በአንድ አካባቢየምንኖር ሰዎች ማለታችንም ሊሆን ይችላል እንዲሁም ደግሞ ለምሳሌ በሀገር ደረጃ ጎረቤት ሀገሮችን መውሰድ እንችላለን ማለት ነው። እና ከጎረቤት ሀገሮች ጋር ጥሩ ግንኙነት ከሌለን የፈለግነውን ገንዘብ ወይም ደግሞ የፈለግነውን እቃ ወደ ውጭ ወደ እነሱ ማስወጣት ወይም ደግሞ ወደ እኛ ለማስገባት በጣም አዳጋች ይሆናል ማለት ነው። እና አንድ ሀገርም እንኳን ከጎረፊቶቿ ጋር ጥሩ ግንኙነት ከሌላት ራሷን ለማኖር እጅግ በጣም አዳጋች ይሆናል ማለት ነው። ምክንያቱም እንግዲህ ሀገራት የየራሳቸው የሆነ የተፈጥሮ ሀብት አላቸው ማለት ነው። አንዱ ላይ የሌለ ሌላው ላይ ይኖራል ማለት ነው። እና ይህንን እንግዲህ ግንኙነት ጥሩ ግንኙነት ከሆነ እሷ ላይ የሌላትን ወደ ከነዛ በመምጣት እሷ ላይ ያለውን እና እነሱ ላይ የሌለውን ደግሞ ለሌሎች በመስጠት ሀገራት ከአጎራባች ሀገሮች ጋር እንዲሁ ጥሩ ግንኙነት ሊኖር ይገባል ማለት ነው። እና እኔ ግን ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ ማለት ነው። እንግዲህ ጎረቤቴ ሰማኸኝ ይባላል ይህ ሰማኸኝ እንግዲህ በጣም መልካም ሰው ነው ማለት ነው። እና እኔ ሳጠፋም አንዳንድ ጊዜ ለምንድነው እንደዚህ የምታደርግ ብሎ ምክር ይለግሰኛል ማለት ነው። ይህ የሆነበት ምክንያቱም እንግዲህ ከእሱ ጋር ጥሩ የሆነ ግንኙነት ስላለኝ ነው ማለት ነው። ይሄ ባይኖረኝ ኖሮ ግን ጥሩ ግንኙነት ባይኖረኝ ኖሮ እኔን ለመምከር ቀርቶ በኔ ውድቀት ደስ እያለው በኔ ውድቀት ይሳለቅና ይስቅብኝ ነበር ማለት ነው። ስለዚህ ይህንን ለማስወገድ መልካም ግንኙነት ወይም ደግሞ ጥሩ የሆነ ግንኙነት ከእያንዳንዳችን የሚጠበቅ ነገር ነውና ሁላችሁም ጥሩ ግንኙነት

ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ በብእር ወይስ በእርሳስ ትጽፋለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ በብር ወይም በእርሳስ ትጽፋለህ ለሚለው ምላሽ ለመስጠት እኔ የምጽፍ በእርስ በብእር ነው ማለት ነው ምክንያቱም። እንግዲህ በእርሳስ የምንጽፍ ወይም ደግሞ እርሳስን የምንጠቀም እንግዲህ አጥፍተን የምንጽፍ ከሆነ ነው ማለት ነው። ወይም ደግሞ እንሰሳታለን ብለን የገመተነውን ነገር በእርሳስ እንጽፋለን ማለት ነው። እና እኛ ደግሞ ብዙም የመሳሳት ነገር አይኖርም ምክንያቱም ኖት ቀጥታ ከደብተር ወይም ደግሞ ከተለያዩ መጽሐፍት ወይም ከስልኩ በጃችን ወይም ደግሞ ከተለያዩ ቦታዎች ላይ በማውረድ ነው ማለት ነው የምጽፈው። እና ይህም ስለሆነ እንግዲህ በብእር መጻፍ ለኔ በጣም ምቹ ሁኔታን ይሰጠኛል ማለት ነው። ምክንያቱም በርሳስ መጣፍ ሊጠፋ ይችላል ዝም ብሎ በራሱ ጊዜ ይጠፋል ማለት ነው። እና ይህ እንዳይሆን በብር መጽሐፍ ከእርሳስ ይልቅ ያስደስተኛል ማለት ነው። እና በእርሳስ ደግሞ የምንጽፈው ንድፍ ስናወጣ እርሳስን እንጠቀማለን ማለት ነው። እንግዲህ በእርሳስ ካወጣን በኋላ ንድፉን አሪፍ ከሆነ በስክፍሪቶ እያደመቅን እንሄዳለን ማለት ነው። ያ ካልሆነ ደግሞ ከተበላሸብን በማጥፊያ በመጠቀም የርሳሱን ጽሁፍ ማጥፋት ይቻላል ማለት ነው። እና እኔ ብዙ ጊዜ የምጥፈው ኖትም ሆነ የተለያየ ማስታወሻ በስክፍርቶ ነው ማለት ነው። ነገር ግን በጣም ታች ክላስ በነበርኩበት ጊዜ አንደኛ እና ሁለተኛው ክፍል ላይ አርሳስ በከፍተኛ ሁኔታ እጠቀም ነበር ማለት ነው። ምክንያቱም ስህተቶች ስለሚኖሩ መልስ በምሰራበት ጊዜ የዳሽ ሙላ ምናምን አይነት መልሶች ካሉ ወይም ደግሞ የሂሳብ ካልኩሌሽን ያለበት አሰራር ያለበት ነገር ካለ እንግዲህ እርሳስን እጠቀም ነበር ምክንያቱም በቀላሉ ማጥፋትና ገና መጣፍ አስተማሪውን ስለሚጽፍበት ጊዜ እንደርሳሱ ማጥፊያ እያጠፉ በስክብሪቶ ትክክለኛውን ምህረት ነው። በስ ማስቀመጥ ይላል እርሳስ የመረጥኩበት ዋናኛው በስክብሪቶ አንድ ቢነኩ አይጠፋም ማለት ነው። ከፍተኛ ቀለም አለው ያ ቀለም እንግዲህ ከመጽሐፍ ደንኮር ስላላተም በቀለሉ ከባድ ስለሆነ እንግዲህ የምቀመው እሱ ማለት ሌላኛው ደግሞ በስክቶ መጽሐፍ አመቺ። ማለት ለማንበብ በጣም አሁንም እስከ መጽሐፍ ገብሪቶ መጽሐፍን አስቼ እወደው ማለት ነው። በርስአስ ከጻፍ ግን እየተቆየ ከቆየ ደፍተሩ ሲተሻሽ ወይም እንከን ምንም እንኳን መጥፍያ በራሱ ማለት ነው። እንዲሁም ደግሞ በላሉም በጣም አዳጋች ነው። እዛ ለመንበብ ያስቸግራል ማለት ነው። በላሉ ለማንበብና ለምትፈታም ጥሩ በስ ክብሪቶ ማለት ነው። እና እኔ እንግዲህ አያችሁኝ ክብሪቶ በብእር መጽሐፍ ማለት ብእር ማለት እስክብሪቶ እና በብእር መጽሐፍ በጣም የሚል እጽፋለሁ በእርሳስ ከመጽሐፍ ይልቅ እንግዲህ ሰዎች እንደ ፍላጎታቸው ሊጽፉ ይችላሉ በሚያስደስታቸው ሰዎች ሊኖሩ ማለት ነው። ግን ብእር መጻፍ ነው። ስለብዕር ስጽጽፍ ሲለኝ አለኝ ለማንበብ ስለሚያመችኝ። የተለያዩ ኖቶችን እናንተ ደግሞ የራም ምርጫ። ታውቃላችሁ እሱን በመጽሐፍ በጣም ያስደስተኛል በበእር እንግዲህ አድምቄ እንግዲህ የብእር ከለር ምት ነው። ለምሳሌ ሰማያዊ ቀለም በሰማያዊ ቀለም እንግዲህ ብትብትፈው ሰማያዊ ቀለም ብርቶለት ነው እንዲሁ እኔ የሆነ እስኪ እንደበዛም በዛም በተመሳስይ ደግሞ አረንጓዴ እስክብሪት በዛ አረንጓዴ እስክብሪቶም ማለት ነው። እንዲሁም ቅብርቶ አለ በቀይ እስክብርት ወደው ርዕሱን እንኳን በመድረግ በቀይ እስቀዝና ላይ እሰምርበታለሁ ማለት ነው። እና በጣም በቃ

እሺ ሰላም ሰላም ቤተሰብ እጅግ አድርጌ አመሰግናለሁ። እንግዲህ የቀረበልኝን ጥያቄ ለመመለስ ወደዚህ መጥቻለሁ ማለት ነው። እናም የተጠየቁት ጥያቄ እንግዲህ በስራ ላይ ችግሮችን ትፈታለህ ወይ? ይላል ማለት ነው። እንግዲህ በስራ ላይ ብዙ ችግሮች ይከሰታሉ ማለት ነው። እና እነዚህን ችግሮች መፍታት ደግሞ በጣም አስፈላጊ የሆነ ነገር ነው ማለት ነው። ምክንያቱም እንግዲህ የተለያዩ ስራዎችን በምንሰራ ጊዜ የተለያየ ችግሮች ይከሰታሉ ማለት ነው። ምክንያቱም ይሄ የስራ ባህሪ ነው ማለት ነው። አውቀንም ሆነ ሳናውቅ የተለያየ ችግሮች በሚከሰቱበት ጊዜ እንግዲህ ችግሮችን በሰላማዊ መንገድ መፍታት ያስፈልጋል ማለት ነው። እንግዲህ እነዚህን ችግሮችን ስንፈታ የራሱ የሆነ ቅደም ተከተል የችግር አፈታት ዘዴ አለ ማለት ነው። እና እሱን በመከተል ችግሮችን እንግዲህ ሰላማዊ በሆነ መንገድ ልንፈታ ይገባል ማለት ነው። እናም እኔም በስራው ቦታ እያለሁ ብዙ ችግሮች አጋጥመውኝ እነዛን ችግሮችም እንግዲህ በሰላማዊ መንገድ ፈትቻለሁ ማለት ነው። እና ሁላችንም ለሚገጥሙን ችግሮች መፍትሄ ማስቀመጥ ይኖርብናል ማለት ነው። እንጂ ችግሮችን እያባባስን ከስራ መውጣት ወይም ደግሞ ስራን መልቀቅ እንዲሁም ደግሞ የተለያዩ ነገሮችን ማበላሸት የለብንም ማለት ነው። እና ሁላችንም እነዚህን ስራዎች በአግባቡ ለመስራት የተፈጠሩ ችግሮችን እንግዲህ በአግባቡ መፍታት ያስፈልጋል ማለት ነው። ለምሳሌ እኔ ተጓደኛዬ ጋር ስራ በአንድ እየሰራን እያለ እንግዲህ ገንዘብ በምንካፈልበት ጊዜ በጋራ የሆነ ሽንኩርት አልምተን እየሰራን ነበር ማለት ነው። እናም ይሄንን ሽንኩርት አልምተን እየሰራን ባለበት ወቅት እንግዲህ የተለያየ ችግሮች ተከስተዋል ማለት ነው። ያንን ሽንኩርት እየረጨን መድሃኒት እየቀባን እንግዲህ ወጪውን በሙሉ ስችል የነበርኩት እኔ ነኝ ማለት ነው። ነገር ግን ያ ጓደኛዬ መጨረሻ ላይ ስንካፈል ማለት ነው ሽንኩርቱ አፍርቶ በገንዘብ ተጣላን ማለት ነው። እና በገንዘብ ስንጣላ እንግዲህ እሱ ገንዘብ አልሰጥህም ብሎ ይሄን ያክል ወጪ አላወጣህም ብሎ ነበር ማለት ነው የተጣላን። ነገር ግን እንግዲህ የተለያዩ የአሰራር ዘዴዎችን በመጠቀም ችግራችንን ልንፈታችለናል ማለት ነው። እንዴት አድርገህ? ካላችሁኝ እንግዲህ ቀጥታ የመዘገብኩት ነበር ማለት ነው። እያንዳንዱን ወጬን እየመዘገብኩ ነበር ያስቀመጥኩት እና በአጋጣሚ ይዛን ጊዜ ደብተሬን አጥቼው ነበር ማለት ነው ሳንግባባ የቀረነው ነገር ግን ካስቀመጥኩበት ቦታ ደብተሬን ፈልጌ አገኘሁት ማለት ነው። ከዛም በኋላ እንግዲህ ያንን አሳየሁት ከዛም ሳሳየውና ሂሳብ ሰርተን እንደገና ችግሮችን በቀላሉ መፍታት ችለናል ማለት ነው። እንግዲህ ያን ጊዜ ደብተሩ እንደጠፋ ከእሱ ጋር ከባድ የሆነ ሰጣ ገባ ውስጥ ብገባ እና የሆነ መጥፎ ነገር ብናገረው ኖሮ ችግራችንን ለመፍታት አዳጋች ይሆን ነበር ማለት ነው። ስለዚህ ግን እኔ ችግሩን ለዘብ አድርጌ ለመፍታት በመሞከሬ ለችግራችን መፍትሄ ልናገኝ ችለናል ማለት ነው። እና ሁላችንም እንግዲህ የተለያዩ ችግር በሚፈጥሩብን በሚፈጠሩበት ጊዜ እንግዲህ ሳንቸኩል ነገሮችን በተረጋጋ መንፈስ በማየት ችግሮችን ለመፍታት መጣጣር እንጂ ችግሮችን ማባባስ እንደሌለብን ከዚህ ከእኔ ጋር ልትረዱት ይገባል ማለት ነው። እና እንግዲህ ችግር ያው በስራ ጊዜ ያጋጥማል። አያጋጥምም አይባልም። ያለ ችግር እንግዲህ የሚኖር ማንም ሰው የለም ማለት ነው። ግን ዋናው ነገር ችግርን አለመፍታት ነው ማለት ነው። ከባዱ እንጂ ችግራችንን ለምንን ተከሰቱ ችግር ለምን ተፈጠረ ብሎ የሚል ሰው ካለ እሱ ሞኝ ነው ማለት ነው። ይልቅስ ችግርን መፍታት መቻል ነው ዋናው ነገር እና ችግርን መፍታት በጣም ያስፈልጋል ማለት ነው። እንዲሁም ደግሞ ሌላ ጊዜ ደግሞ ችግር የግል ችግር ገጠመኝ ማለት ነው እንግዲህ ያ ችግርም እኔን የሚያስጨንቀኝ ነበር ማለት ነው። እሱም የፈተና መበላሸት ነበር ማለት ነው ፈተናዬ እንግዲህ በከፍተኛ ሁኔታ ተበላሽቶብኝ ነበረ። ነገር ግን ያንን ፈተና እንግዲህ በራሴው ጥረት በማድረግ ማለትም በቀጣይ አድ አድርጌ ጥሩ ውጤት ማስመዝገብ አለብኝ ብዬ ችግሩን ፈታውኝ ማለት ነው። እና ለቀጣይም እንግዲህ ያንን ፈተና በጣም ጠንክሬ በማንበብ በከፍተኛ ሁኔታ ዝግጅት በማድረግ ያንን ፈተና እንግዲህ በጥሩ ሁኔታ ኤ ፕላስ የሚባል ስኮር አስመዝግቤ ያንን ፈተና ማለፍ ችያለሁ ማለት ነው። እና ይሄንን ችግርም በቀላሉ መፍታት ችያለሁ ማለት ነው እና። ሁላችሁም ችግር ሲከሰት መጨነቅ ወይም መፍራት እና መደነባበር አያስፈልግም። ይልቅስ በተረጋጋ መንፈስ ለችግሩ መፍትሄ መፈለግ እና ችግሩን መፍታት ያስፈልጋል ማለት ነው። እና ሁላችሁም እንግዲህ ይሄንን ልታደርጉ ይገባል። በችግር መደናገጥ፣ መፍራትም ሆነ የተለያዩ ነገሮችን መፍጠር አያስፈልግም ማለት ነው። በተረጋጋ መንፈስ

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ "የትንኝ መረብ ትጠቀማለህ?" ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው፤ እና እንግዲህ የትነኝ መረብ አዎ እጠቀማለሁ ነው ምላሼ። ምክንያቱም የትንኝ መረብን መጠቀም ለጤናም አስፈላጊ ስለሆነ የትንኝ መረብን መጠቀም ከሁላችንም ይጠበቃል ማለት ነው። እንግዲህ ይህ ትንኝ መረብ ብለን የምንጠራው እንግዲህ አጎበር ይባላል ማለት ነው። እንደየአካባቢው የስም አጠራሩ ሊለያይ ይችላል እንዲሁም ደግሞ በአንዳንድ አካባቢዎች ላይ ዛንዚራ እያሉም ይጠሩታል ማለት ነው እና ይህ ዛንዚራ እንግዲህ ብዙ ጊዜ የምናደርገው የት አካባቢ ነው ካላችሁኝ አልጋ ቤት አካባቢ ይወጠርና በተለያዩ ማሰሪያዎች የራሱ የሆነ ጀሮ አለው እና በተለያዩ ቦታዎች ላይ እንወጥረዋለን ማለት ነው ያንን ከወጠርን በኋላ በገመድ በማሰር እንግዲህ እነዚህ ትንኞች ወደ መኝታችን እንዳይመጡ ያገለግላል ማለት ነው። እንግዲህ በተለይ ደግሞ እነዚህ የትንኛ አጎበሮዎች የሚያገለግሉት ህፃናት በሚኖሩበት ጊዜ ነው ማለት ነው። ህፃናትን እንግዲህ የተለያዩ በረሮዎች አይናቸውን እንዳይጠነቁላቸውና ፊታቸው ላይም እንዳያርፍባቸው እንዲሁ ይከለክላል ማለት ነው። እንግዲህ ይሄ የትንኝ አጎበር ብዙ ጠቀሜታዎች አሉት ማለት ነው። እንግዲህ ሴቶች ወልደው በሚታረሱበት ጊዜ የትኛውም ቦታ ላይ ለምሳሌ ወለል ላይም ሆነ መደብ ላይ ይሸፈናል ማለት ነው፤ እና ይህ መሸፈኑ ከብዙ ነገር ይከላከልላቸዋል ማለት ነው። አንደኛ ከአቧራ ከተለያዩ ቆሻሻ ነገሮች በተወሰነ መልኩ ይከለክላል ማለት ነው። ከዛ በዘለለ ደግሞ የተለያዩ ሰዎች ሊያዩዋቸው ስለሚመጡ ከዛ ያንን ከቨር ለማድረግ እና ለመከለል ስለሚያስፈልግ እንግዲህ ያንን ይጠ እንጠቀማለን ማለት ነው፤ እና ይሄ አጎቨር ወይም ደግሞ ዛንዚራ ወይም የትንኝ መረብ ብለኔ የምንጠራው የምንጠቀመው በእንደዚህ በእንደዚህ አይነት አላማ ነው እና ይህንን መጠቀም ያስፈልጋል ማለት ነው። እንግዲህ የትንኝ ወይም ደግሞ አጉቨር ብልን የምንጠራው በቅርብ ሰዓት ነው ወደ አካባቢያችን የመጣው። ሆኖም ግን ይሄንን አሁን ላይ እየተጠቀምን ያለነው ነው ማለት ነው፤ እና ሁላችሁም ይሄንን ትጠቀሙ ዘንድ እጋብዛችኋለሁ ማለት ነው። ይሄንን ማድረግ ከሁላችንም የሚጠበቅ ነገር በመሆኑ ሁላችንም ልንሰራው ይገባል ማለት ነው። እናም እንግዲህ ይሄ የመረብ ወይም ደግሞ የትንኝ መረብ ከብዙ ነገሮች እንደ መከላከሉም መጠን ሁላችንም አጠቃቀሙን አውቀን ጥቅሙን ተረድተን ልንጠቀመው ወይስ ይገባናል ማለት ነው፤ እና ሁላችሁም ይሄን እንድታደርጉ እመክራችኋለሁ ማለት ነው። እንግዲህ አንዳንድ ሰዎች ደግሞ ይህንን ለተለያየ ነገር ማለት ዘርግተው መጠቀም ሳይሆን ይልቅስ ደግሞ ለመጫኛ ወይም ደግሞ ለገመድ ያደርጉታል። ከዛም በዘለለ ደግሞ አንዳንድ ሰዎች እንግዲህ እየተለተሉ የጥር ማጠሪያ የቤት መስሪያ ወይም ደግሞ የባጥ መክደኛ ያደርጉታል ማለት ነው። ይሄ ግን በህገወጥ መንገድ ነው ማለት ነው እንጂ በዋናነት የሚመጣው ያው ቤት ውስጥ ተነጥፎ ወይም ደግሞ ከዘርግቶ ትንኝን ለመከላከል ነው ማለት ነው። ምክንያቱም የወባ ትነኝ እጅግ በጣም አደገኛ የሆነች እና እኛን ልትጎዳ የምትችልበት በመሆኗ እያንዳንዳችን እንግዲህ ከዚህ ተወባ ትነኝ ለመቆጠብ ወይም ደግሞ ለመጠበቅ የዛንዚራ ወይም ደግሞ አጎቨር ተብሎ የሚጠራውን ነገር ልንጠቀም ይገባል ማለት ነው እና ይህንን በመጠቀም እንግዲህ ራሳችንን ቤተሰባችንን እንዲሁም ደግሞ ህፃናትን ማለት ነው ከዚህ በሽታ ላይ ለመታደግ በጣም ስለሚያስፈልግ ሁላችንም ይህንን ልናደርግ ይገባል ማለት ነው እና ይሄን እንድታደርጉ እመክራችኋለሁ በተለይ ደግሞ በቤቶቻችሁ ህፃናት እና የታመሙ ሰዎች ወይም ደግሞ እንደዚህ ሙሽራም ሊሆን ይችላል የሚኖሩባችሁ ከሆነ ይህንን አጎበር ብትጠቀሙ በጣም አሪፍ ነው ብዬ እመክራለሁ ማለት ነው፤ ነገር ግን እናንተ ብቻ ናችሁ ማለት አይደለም ሁሉም ሰው ይህንን ቢጠበ ቢጠቀም አሪፍ ነው ማለት ነው። እንግዲህ የወባትንኝ በቀላሉ በተኛንበት መጥታ የምታጠቃን ነፍሳት ናት እና ይቺን ነፍሳት ይከለክላል እናም ደግሞ ይሄ አጎበር እንግዲህ ኬሚካል አለው በኬሚካል የተነከረ ስለሆነ አጎበር ያቺ ትንኝዋ መጥታ ስታርፍበት በቀጥታ ሊገላት ይችላል ማለት ነው፤ እና ከዚህ ከዚህ አንፃር እንግዲህ ይሄ አጎበር በጣም ከፍተኛ ብዙ የሚባሉ ጥቅሞች አሉት ማለት ነው። አጎበር አጎበር የምንለው ነገር እንግዲህ የወባ ትንኝን ብቻ ሳይሆን

ሰላም ሰላም ጤና ይስጥልኝ እንግዲህ ፎቶ ማንሳት ትወዳለህ ወይ? ተብሎ ለቀረበልኝ ጥያቄ ምላሼ ለመስጠት ነው ማለት ነው የምወደው። እንግዲህ ፎቶ ማንሳት። አዎ እወዳለሁ ነው። መልሴ ማለት ነው። ምክንያቱም ፎቶ ማንሳት እንግዲህ ብዙ ጥቅሞች አሉት ማለት ነው። ከጥቅሞቹ መካከል እንግዲህ ለምሳሌ የጓደኛሞች ከሆንን። በተለያየ ሰዓት ተገናኝተን ነገር ግን ደግሞ በተለያየ በሆነ ሰዓት የማንገናኝ ሰዎች ልንሆን እንችላለን ማለት ነው። እና እንደነዚህ አይነት ሰዎች በምንሆንበት ጊዜ ፎቶ መነሳት ያስፈልጋል ማለት ነው። ምክንያቱም ይሄ ፎቶ ለማስታወሻነት እንጠቀመዋለን ማለት ነው። እና የ ፎቶ ማስታወሻ መያዝ በጣም ደስ ይለኛል ማለት ነው። ምክንያቱም ጓደኞቼን ድጋሚ የማላገኛቸው ከሆነ በዚህ ፎቶ እያስታወስኩ እነሱን እኖራለሁ ማለት ነው። እና እንዳንረሳሳ ፎቶ መያያዝ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ ከዚህ በዘለለ እንግዲህ አንዳንድ ቦታዎች ለጉብኝት የምንሄድ ከሆነ። እዛ ቦታ ላይ አሪፍ አሪፍ ፎቶዎች መነሳት ያስፈልጋል ማለት ነው። ምክንያቱም ታካባቢያችን ርቀን እዛ ስለሄድን ተመልሰን ደግሞ የምንሄድበት ጊዜ በጣም ከባድ ስለሚሆን ማለት ነው። እዛ ቦታ ላይ እንግዲህ ፎቶ መነሳት አሪፍ ነው ብዬ ነው የማምነው ማለት ነው። እና ፎቶ መነሳት አሪፍ ስለሆነ ሁላችንም ልንነሳ ይገባል ማለት ነው። እና ይሄንም ከሁላችን የሚጠበቅ ነገር በመሆኑ ፎቶ መነሳት አሪፍ የሆነ ነገር ነው ብዬ አምናለሁ ማለት ነው። እና ፎቶ መነሳት እንግዲህ እኔ ብቻ ሳልሆን አብዛኞቹ ሰዎች ፎቶ መነሳትን በጣም ይወዳሉና ፎቶ መነሳት በጣም ያስደስታቸዋል። ለምሳሌ አንድ ጓደኛ አለኝ እያ ጓደኛዬ እንግዲህ ፎቶ መነሳት እጅግ በጣም ከሚያስደስተው ሰዎች ከሚያስደስታቸው ሰዎች ውስጥ አንዱ ነው ማለት ነው። እና ይሄ ሰውዬ እንግዲህ ይሄ ጓደኛዬ ማለት ነው። በእያንዳንዱ ቦታ ላይ ለምለም የሆነ ሳራማ ቦታ ካየ ፎቶ መነሳት በጣም ይወዳል ማለት ነው። እና እኔን አንሳኝ ይለኛል አንሳኝ ሲለኝ ግን እኔ እምቢ ስለው። በሰልፊ ፎቶ ይነሳል ማለት ነው እና ብዙ ሰዎች እንግዲህ ፎቶ ይነሳሉ ማለት ነው። እንግዲህ ፎቶ የምንነሳባቸው መሳሪያዎች እንግዲህ ብዙ አይነት የፎቶ መነሻዎች አሉ በአሁኑ ሰዓት። አሁን ላይ እንግዲህ በዋናነት የሚታወቀው በስልክ የሚነሳ ፎቶ ነው። ሌላኛው ደግሞ በካሜራህ በራሱ የፎቶ ካሜራ አለ በሱ ፎቶ መነሳት ነው ማለት ነው። እና እኔ በብዛት የምነሳው እንዲሁም ደግሞ ጓደኞቼ የሚነሱት በዚህ በስልክ የፎቶ ካሜራ ነው ማለት ነው። ምክንያቱም የስልክ የፎቶ ካሜራ እንግዲህ በስልካችን ቀጥታ ፎቶውን ማነሳት እና ስልካችን ውስጥ ለመያዝም እንዳይወድቅም ለማድረግ ለብዙ ቀናት ለማቆየት በጣም አመቼ በመሆኑ በስልክ መነሳት ተካሜራ ይልቅ የተሻለ ነው ማለት ነው። የካሜራ ፎቶ ግን በጣም ከባድ ነው ማለት ነው። ምክንያቱም በወረቀት መልኩ ነው የሚዘጋጅና ይህ በወረቀት መልኩ ለመያዝም ሆነ ለአዳጋ ደግሞ የመጋለጥም ከፍተኛ እድል አለው ማለት ነው። ለምሳሌ ያንን የወረቀት ፎቶ ይዘን በኪሳችን ስንንቀሳቀስ ምናልባትም ሊወድቅ ይችላል። እንዲሁም ሊቀደድም ሊቃጠልም ሊቆሽሽም ይችላል ማለት ነው። እና ፎቶን እንግዲህ በወረቀት ወይም ደግሞ በካሜራ ተነስቶ በፎቶ ካሜራ ከማስቀመጥ ይልቅ በስልክ የተነሳናው ካሜራ በጣም የተሻለ ነው ማለት ነው። እንግዲህ ላየያዝም ምቹ ነው እንዲሁም ደግሞ ለሰዎች ለመላክም በጣም ቀላል ዘዴ ነው ማለት ነው። ምክንያቱም ስልክ ሌሎቹም ያላቸው ከሆነና የተለያዩ መተግበሪያዎችን እሚጠቀሙ ከሆነ እኛም የተለያዩ መተግበሪያዎችን በመጠቀም ይሄን ፎቶ ለፈለግነው ሰው ማድረስ እንችላለን ማለት ነው። አለንበት ቦታ ላይ በመሆን እንግዲህ ይህንን ፎቶ ምን አይነት መተግበሪያዎችን ተጠቅመን ነው መላክ የምንችለው ካላችሁኝ? እንግዲህ የኢሞ መተግበርያ አለ። እንዲሁም የቴሌግራም መተግበርያ አለ ማለት ነው እንግዲህ በእነዚህ ወይም ደግሞ በፌስቡክ መተግበሪያ ፎቶአችንን አንስተን ለፈለግነው ሰው በቀላሉ መላክ እንችላለን ማለት ነው። እና ፎቶ ማንሳት እወዳለሁ እንዲያውም ፎቶ ሳነሳ እኔ ችሎታም አለኝ ማለት ነው። እንግዲህ ችሎታም ያመጣሁት እንግዲህ ፎቶ ነገሮችን ከማንሳት ያለኝ ጥልቅ ፍቅር የተነሳ ፎቶ የማንሳት ብቃቴ በጣም ከፍተኛ ነው ማለት ነው። እና ሰዎችን ፎቶ ማንሳት በጣም ያስደስተኛል እና ፎቶም በእያንዳንዱ ሰዓት በእያንዳንዱ ቅጽበት በእያንዳንዱ ሁኔታ ፎቶ እያነሳው ማስታወሻ እይዛለሁ ማለት ነው። እና ሁላችሁም ፎቶ ማስታወሻ ብትይዙ በጣም ጠቃሚ ነገር ነው ማለት ነው። ምክንያቱም ያንን ነገር ወደኋላ ተመልሳችሁ ስለማታገኙት